የምትወደው ስፖርት ምንድነው? እንግዲህ አንድ ሰው እንደዛ ብሎ ቢጠይቀኝ የምወደው ስፖርት ምን እንደሆነ ቢጠይቀኝ መልስህ እንደ ሁኔታው ይከፈላል። ለምሳሌ ያህል እንደ አብዛኛው የሀገራችን ሰው እግር ኳስ እጅግ በጣም የሚወደው ነገር ነው ብዙ ሰው እግር ኳስ ይወደዋል። እዚህ ኳስ ለመመልከት ብዙ ነገር ይነሳል እና እዚህ ብዙ ሰው እሱን የሚወዱ ቢሆንም እኔ ግን እሱንም እወዳለሁ ግን አሁን ለምሳሌ ለመስራት ወይም ለመለማመድ ምናምን ከሆነ ግን በእግር መጓዝ ወይም መሮጥ እንመርጣለሁ። እግርስ ኳስም ይልቅ ማለት ነው። ስለ እግር ኳስ ስናወራ በጣም ደስ የሚል ስሜት ይፈጥራ ለምሳሌ ሜዳ ላይ የሚታየው ፊልሚያ የደጋፊው ጩኸት እንደውም በስተመጨረሻው የሚቆጠረው ጎል የሚፈጥረው ስሜት በጣም ልዩ ነው። እኔ በብዛት የውጭ ሀገር ሊጎችን እከታተላለሁ የምደግፈው ቡድን የጨዋታው ሲኖረው ደግሞ ቀኑን ሙሉ በጉጉት ነው የምጠብቀው። ጨዋታው ሲጀመር ከጓደኞቼ ጋር ተሰባስበን በቃ የምናደርገው ክርክር ትንታኔ እነዚህ ነገሮች ደግሞ እግር ኳስን የበለጠ እንድወደው ያደርጉኛል። በቃ እግር ኳስ ዝም ብሎ ጨዋታ ሳይሆን ለኔ በጣም ትልቅ መዝናኛዬ ነው በጣም በቁም ነገር የምመለከተው ነገር ነውና ስፖርት ከዚያም ደግሞ እግር ኳስ ከፍ አድርጌ ነው የምመለከተው ማለት ነው። በሌላ በኩል ደግሞ ራሴን ጤናማ ለማድረግ የምመርጠው ስፖርት ሩጫ ነው። እዚህ ሩጫ በጣም የምወደው ነገር ነው ትዝ ለኛል ልጅ እያለሁ በትምህርት ቤት የሩጫ ውድድሮች ላይ እሳተፍ ነበር። ዛሬም ማለዳ ላይ ተነስቶ ንጹህ አየር እየሳቡ መሮጥ ምንም አይምሮ እንደሚያነቃቃ ይሰማኛል። ሩጫ ትዕግስትን ያስተምራል። ልብህ ስመታና ትንፋሽህ ሲቆራርጥ ያንን ተቋቁመህ ግቡ ላይ ስትደርስ የምትሰማህ የጅል ስሜት በጣም ልዩ ነው። ሩጫ ለኔ ከሰውነት እንቅስቃሴ ባለፈ ራሴን የመፈተኛ መንገድ እንደሆነ ነው የሚሰማኝ ለዚህ ነው የምሮጠው። እና ሩጫ ነው የሚወድበት አንዱ መንገድ ምክንያት ይሄ ነው። አንዳንዴ ደግሞ ተነስ ወይም ቅርጫት ኳስ እንደዛ አይነት የመመልከት ያዝናናኛል። የእያንዳንዱ ወይ ስፖርት የራሱ የሆነ ጥበብ እና ስልትም እንዳለው ይሰማኛል በቃ ያን ነገሮችን እነዛን ስልቶች ተከትሎ የሚያደርጉት ለማሸነፍ የሚያደርጉት ነጥብ ለማስቆጠር የሚያደርጉት ነገር በጣም ነው የሚያዝናናኝ ማለት ነው። በተለይ አሁን ለምሳሌ በኦሎምፒክ ወቅት የሀገራችን አትሌቶች በአለም መድረክ ላይ ሲሮጡ የሚሰማኝ ስሜት በቃ የኩራት ስሜት በጣም በቃላት ልትገለጽ አይችልም። እነሱ ለኔ ትልቅ ተምሳሌት ናቸው። እና ያንን ሁሉ ነገር አልፈው ያን እልህ አስጭራሽ ሩጫ ሮጠው የተለያዩ የስፖርት ዘርፎች ላይ ተካፍለው የሚያስገኙት ውጤት እጅግ አርኪና አስደሳች ነው በጣም አስደሳች። እርግጥ ነው ስራ ሲበዛብኝ ወይም ደግሞ ጊዜ ሲያጥረኝ ስፖርት መስራት ይከብደኛል። በዛ ሰዓት ግን ያው ቢያንስ በሳምንት ጥቂት ቀናት በእግር ለመጓዝ እሞክራለሁ በዚህ መልኩ ሰውነቴን ለማነቃቃት እሞክራለሁ። ስፖርት ለኔ ለሰውነት ጥንካሬ ብቻ ሳይሆን ለውስጥ ሰላምም ጭምር ነው። ላይክ የአካል ብቃት እንቅስቃሴ ስታደርግ ጭንቀቴ ይቀንሳል አይደለ የሚታወቅ ነው እንቅልፌ ይስተካከላል እናም ቀኑን በሙሉ በንቃት እንድታሳልፍ ይረዳሃል። ከዚህ አንፃር ስፖርትን የምመለከተው እንደ ጥንካሬ ብቻ አይደለም ለሰውነት ጥንካሬ ብቻ አይደለም ወይም ጡንቻህን ለማዳበር አንዳንድ ነገሮችን ለማድረግ ብቻ አይደለም ከውጭ ለሚታይ ነገር ብቻ ሳይሆን ውስጥህንም ስለሚያስተካክለው ከዚህ አንፃር ስፖርትን በጣም ነው የምወደው። እና በሱ በጣም ደስ የሚለኝ ነገር ነው። በአጠቃላይ ስፖርት የህይወቴ አካል ነው ማለት እችላለሁ። እግር ኳስን በማየት እዝናናለሁ። በሩጫ ደግሞ ጤናዬን እጠብቃለሁ። ማንኛውም ሰው የሚወደውንና የሚመቸውን ስፖርት መርጦ ቢሰራ ጤናማና ደስተኛ ማህበረሰብ ይኖረናል ብዬ አምናለሁ። ስለዚህ ከመሰላቸት ይልቅ እንደ ስራ ከማየት ይልቅ ራሳችንን የምንቀርጽበት ጤናማ ማህበረሰብ የምንፈጥርበት ባህል የምናዳብርበት አይነት ዘርፍ ቢሆን ደስ ይላል። እና ሰው ሁሉ ይሄን ቢመርጥና ስፖርት ቢሰራ አበረታታለሁ።

የስልኬ ባትሪ ጉዳይ እንኳን ብዙ አነጋጋሪ ነው። አንድ ሰው የስልክህ ባትሪ ምን ያህል ይቆያል ብሎ ቢጠይቀኝ? ምን ብዬ እመልሳለሁ እንደ አጠቃቀሜ ይለያያል የሚል ነው ምላሼ የሚሆነው። ግን እውነቱን ለመናገር በዚህ ዘመን የስልክ ባትሪ ጉዳይ ልክ እንደ ምግብና ውሃ የሁላችንም ጭንቀት ምንጭ ሆኗል ማለት ይቻላል። ብዙ ሰው ያስጨንቀዋል የስልክ ባትሪ ጉዳይ እኔ የምጠቀመው ስልክ ባትሪ በአማካይ አንድ ሙሉ ቀን ይቆያል። ተብሎ ነው የሚታሰበው ነው። ግን ያው እንግዲህ ኢንተርኔት በብዛት የምጠቀም ከሆነ ቪዲዮዎችን የምመለከት ከሆነ ወይም ደግሞ በተከታታይ ስልክ የማወራ ከሆነ ከሰአት በኋላ ባትሪው ቀይ ማሳየት ይጀምራል በዛ ሰዓት የሚፈጠርብኝን ጭንቀት ማወቅ ይከብዳል። ባትሪው አስራ አምስት ወይም ሃያ ፐርሰንት ሲሆን በቃ ከአለም ጋር የምገናኝበት ገመድ ሊበጠስ እንደሆነ ነው የምሰማኝ። ስለዚህ በጣም ትልቅ ቁርኝት ቁርኝት እንደፈጠርኩ ከስልኬ ጋር ስለሚሰማኝ። ባትሪየ ደግሞ ቶሎ ሲያልቅና ወይም የመጨረሻውን ምልእክት በጣም መውረዱን የሚያሳይ ምልክት ሲያሰማኝ በጣም በጣም የሚረብሸኝ እና የሚያሰጋኝ አይነት ነገር እንደሆነ ነው የሚሰማኝ። በተለይ አስር ፐርሰንት እና ከዛ በታች ሲሆን አምስት ፐርሰንት ሁለት ፐርሰንት ሁለት ፐርሰንት ይላል አንዳንዴ እንደውም በጣም ስጠቀም ቆይቼ በጣም ያሽቆለቅልና ወይ ረሽቼ ወይ ደግሞ አይ አንደኛዬን ይሄን ጨርሼ እሰካዋለሁ ይሄን ጨርሴ ቻርጅ አደርገዋለሁ። በሚል ጉጉት ያንን የምሰራውን ስራ ስጋፋበት እና በጣም ወደ ታች ሲወርድ የማስጠንቀቂያ ምልክት ሲያሰማኝ ከላይ ቀይ ሲያበራ በጣም ጭንቅ ነው የሚለኝ። ለምንድነው ባትሪው ቶሎ የሚያልቀው? ብዬ አንዳንዴ ራሴን እጠይቃለሁ ብዙ ጊዜ አፕሊኬሽኖች ከበስተጀርባ ክፍት ስለሚሆኑ ወይም የስልኬ ብራይትነስ በጣም ስለምጨምር ሊሆን ይችላል። ስለዚህ አንዳንድ አፕሊኬሽኖች ይከፈቱና ከኋላ ክፍት ሆኖ ይጫወታሉ ወይም ደግሞ ይሰራሉ ያ ደግሞ ባትሪ የስልኬን ባትሪ የመምጠጥ ሀይል በጣም ከፍ ይላል አንዳንዴ ደግሞ የሆነ የጨለም ያለ ቦታ ወይም በሆነ አይነት አካባቢ ሲሆን በጣም ቀን ላይም ሲሆን በደንብ ስለማይታይ ነፀብራቁ የስልኬን ብራይትነስ እጨምራለሁ እስከመጨረሻው አደርጋለሁ እሱ ደግሞ በጣም ምጥጥ አድርጎ የሚወስድ ባትሪ የሚበላ ነገር ነው። እንደውም አንዳንዴ በጣም ሳላስበው ከተጠበቀው በላይ ወደ ታች ያሽቆለቁላል ብራይትነስ ከፍ ከማድረግ የተነሳ ማለት ነው እነዚህ ነገሮች ባትሪዬን ያጠፉብኛል። ትዝልኛል ድሮ ድሮ የምንጠቀማቸው ተረ ስልኮች ባትሪው ለሳምንት ያህል ይቆይ ነበር። አይገርምም። ቻርጅ ማድረጊያውን የት እንዳስቀመጥነው ራሱ እንረሳው ነበረ በጣም ከመቆየቱ የተነሳ ማለት ነው። አሁን ግን የስማርት ስልክ ዘመን መጥቶ ሁሉንም ነገር ስልካችን ላይ ስለምናደርግ ቻርጅ ማድረጊያውን እንደ ጥላየ ነው ይዤ የምዞረው። ባትሪው እንዳያልቅብኝ ፓወር ባንክ ጭምር በቦርሳዬ መያዝ ግዴታ ይሆናል። አሁን ላይ በፊት ግን እንደዚህ አይነት ነገር አልነበረም። ለምን ለመደወል ብቻ ነው የምትጠቀመው የነበረው አልፎ ደግሞ የሆነ ሙዚቃ ለማጫወት ሊሆን ይችላል። ያንን ትልልቅ የድሮ ስልኮችን የምንጠቀመው እና እሱ ጭራሽ ነው የማያልቀው በቃ በጣም በረጅም ጊዜ ስለሚቆይ ትዝ አይለንም ቻርዝ ማድረግ ራሱ መብራት ኖረ። አልኖረ በጣም ግራ እስኪገባን ድረስ በጣም በራስ መተማመናችን ይጨምር ነበር። ያንን ስልክ በምንጠቀምበት ጊዜ የሚገርመው ነገር ባትሪው አልቆ ስልኩ ሲጠፋ የባዶነት ስሜት ይሰማኛል። ስልኩ ስጠፋ በቃ ምንም ማድረግ የማይቻል ይመስላል። ለማየት እንኳን ስልካችንን ስለምንጠቀም አስበው በዚህ ሰዓት ምን ሊፈጠር እንደሚችል ነገር ግን አልፎ አልፎ ባትሪው አልቆ ስልኩ ሲጠፋብኝ ካርተፍሻል አለም ወጥቼ ወደ እውነተኛው አለም እንድመለከት የምልም ስለሚያደርገኝ እንደ አንድ ጥሩ አጋጣሚም አየዋለሁ። ሁሌ እንደ መጥፎ አላየውም። በቃ ከሰዎች ጋር መገናኘት ብዙ ነገር የማድረግ እድልም ስለሚከፍት እሱንም እንደ ቆንጆ አጋጣሚ አድርጌ እመለከታለሁ ስጠፋም አንዳንዴ ማለት ነው። በአጠቃላይ የስልኬ ባትሪ ቢያንስ ለአንድ ሙሉ ቀን እንድቆይልኝ እመኛለሁ። አምራቾች የፈለገውን ያህል ዘመናዊ ስልክ ቢሰሩ ባትሪው ረጅም ሰዓት ካልቆየ ጥቅሙ ይቀንሳል። ስለዚህ ሁል ጊዜ ጠዋት ስወጣ ስልኬን

እንግዲህ ስታመም ከስራ እቆያለሁ የሚለው ጥያቄ አሻሚ ነው። ለእኔ ሁል ጊዜም በሁለት ሀሳብ መሃል የሚያ የሚያወላው ጉዳይ ጉዳይ ነው። እና እንዴት ነው? በአንድ በኩል ለስራ ያለኝ ፍቅር እና የኃላፊነት ስሜት ሂድና ስራ ይለኛል። በሌላ በኩል ደግሞ ሰውነቴ አረ እረፍት ያስፈልግሃል እያለ ይጮሃል። እዚህ በሁለት ሀሳብ መካከል እወላገዳለሁ ግራ ይገባኛል እንደህ አይነት ነገር ሲፈጠርብኝ ማለት ነው። የጤና ስራ እረፍት መውሰድ ያለብኝ መቼ ነው መስራት ያለብኝ መቼ ነው የሚሉት ጉዳይ? በጣም አነጋጋሪ የሆነ ጉዳይ ስለሆነ ማለት ነው። እውነቱን ለመናገር ድሮ ድሮ ትንሽ አመም ሲያደርገኝ እንኳን ምንም አይደለም እችለዋለሁ ብዬ ወደ ስራ እሄድ ነበር። ግን ያ ስህተት መሆኑን ለመረዳት ብዙ ጊዜ አልፈጀብኝም። ለምን ቢባል? አስበው ታመህ ወደ ስራ ስትሄድ የምትሠራው ስራ ጥራት የለውም። አእምሮ በትክክል አያዘም ሰውነት ይዝላል። እንደውም ለጥቂት ቀናት አርፈህ መዳን ሲገባ ታምህ በመሥራትህ በሽታው እንዲቆይና ስራህን ይሚበልጥ እንዲያበላሽብህ ታደርጋለህ አስበው ምን ያህል ሊወሳሰብ እንደሚችል ማለት ነው። ስለዚህ ህመምን አምቄ ይዤ ያንን ስራ በግድ እየተጣጣርኩ ሰርቼ ቅጣቱን ከምቀንስ። እንዲሁም ደግሞ የሚሻለኝን ህመም በማቆየት ብቻ ለረጅም ጊዜ ከእኔ ጋር እንዲዘልቅ ቶሎ እንዳይሻለኝ። በማድረግ ለራሴ በራሴ ላይ ችግር ከምፈጥር። ትንሽ አረፍ ብሎ ጤናን ተንከባክቦ ወደ ስራ መሄድ የተሻለ እንደሆነ ይሰማኛል። በፊት ይሰማኝ የነበረው ያ በራስ መተማመን ጥሩ ነው መተማመኑ በራስ ግን በኔም ሆነ በሥራየ ላይ የሚያሳድረው ተጽዕኖ። እያደረኩ ያለሁትን ነገር ቆም ብዬ እንዳስብ በደንብ እንዳሰላ በደንብ ነገሩን እንዳጠና አድርጎኛል። አሁን ላይ አሁን ላይ ግን ጤናዬን ማስቀደምን ተምሬያለሁ። ከምንም በላይ በጣም ከታመምኩ በተለይ ደግሞ ጉንፋን ወይም ተላላፊ በሽታ ከሆነ ከስራ መቅረት ለኔ ብቻ ሳይሆን ለባልደረቦቼም ደህንነት የተሻለ መሆኑን አውቃለሁ። አስበው አሞኛል ተላላፊ ነው ጉንፋን የመሳሰሉ ነገሮች እዚህ በ ወደ ሌላ ሰው የመተላለፍ እድላቸው በጣም ሰፊ ነው። እዚህ ያ ደግሞ ሌሎችንም ይጎዳል የስራ ባልደረቦችንም ጭምር ማለት ነው። ስራ በሌላ ሰው ሊተካ የሚችል ነገር ነው። ወይም በሌላ ቀን ሊሰራ የሚችል ነገር ነው። ጤናን ግን አንዴ ከተጓደለ ለመመለስ ይከብዳል በጣም ከባድ ነው። ማንም ተተ ላንተ ተክቶ አንተን ተክቶ የሚታመምልህ የለም። ለሌላ ቀን ቆይ ላዘዋወር ብለህ የሚሆን ነገር አይደለም። ከታመምክ ያሽሃል። ስለዚህ ታምሜ ቤት ስቆይ የጥፋተኝነት ስሜት ሳይሰማኝ ሙሉ ትኩረትን ቶሎ እኛ ወደ ስራ ለመመለስ እሱ ላይ ነው የማደርገው ማለት ነው። የማውለው ያንን ጊዜ ትኩረቴን ወደዛ ለመስረቅ ወይም ወደዛ ለመውሰድ ጥረት አደርጋለሁ ማለት ነው። ትዝ ይለኛል። አንድ ቀን በጣም ራሴን አሞኝ ስራ መቅረት የለብኝም ብዬ ሄድኩ። ግን በዛ ቀን ምንም መስራት አልቻልኩም። እንደውም በስህተት የሠራኋቸውን ነገሮች ለማስተካከል ቀጣዩን ሙሉ ሳምንት ነው የፈጀብኝ። ያኔ ነው እንግዲህ አንዳንዴ ቆም ማለት ራሱ ወደፊት ለመራመድ ይረዳል የሚለውን ትልቅ ትምህርት ያገኘሁት። እንደውም ያቺ አሞኝ ያደረኳት ነገር እጅ እጅ መስጠት የለብኝም ብዬ ያደረኳት ነገር ተጨማሪ ሸክም ነው የሆነብኝ ሌላ ስራ እንዲሆንብኝ ነው ያደረገው ቀኑን አራዘመብኝ ወደፊት ማለት ነው። ስለዚህ ነገሮች ይበልጥ ከመወሳሰባቸው በፊት ቆም ብሎ ማሰቡ በጣም ጥሩ ነው። እርግጥ ነው። ቤት ስቆይ ዝም ብዬ አልተኛም የምችለውን ያህል አስፈላጊ የሆኑ መልእክቶችን በስልክ ወይም በኢሜል ለመመለስ እሞክራለሁ። ግን ሰውነቴን ማዳመጥ ዋነኛው ተግባሬ ይሆናል። ብዙ ውሃ እጠጣለሁ እረፍት አደርጋለሁ። ጤናዬ ሲመለስ ደግሞ በታደሰ ጉልበት እና በተሻለ ንቃት ወደ ስራዬ ለመመለስ ጥረት አደርጋለሁ። እነዚህን ነገሮች በማድረግ ራሴን እንከባከባለሁ። በአጠቃላይ መታመም የሰው ልጅ ተፈጥሮ ነው። ከስራ መቅረት ደግሞ ራስን የመንከባከብ አካል ነው አንዱ ክፍል ነው። ስለዚህ አዎ ስታመም ከስራ እቀራለሁ። ምክንያቱም ጤናማ ስሆን ነው ለድርጅትም ሆነ ለራሴ የተሻለ ውጤት ማምጣት የምችለው። እኔ ስኖር ነው ድርጅቱም ስራውም የሚሰራው እና ከራሴ ለመንጠቅ የሚያሰ

ጊዜህን በደንብ ታስተዳድራለህ? ያው ጊዜ ትልቅ ነገር አይደል? ጊዜህን በደንብ ታስተዳድራለህ ተብዬ ብጠየቅ ያው እውነቱን ለመናገር ሁል ጊዜም ባይሆን በጣም እሞክራለሁ። በጣም እንህ ብዬ እመልሳለሁ አንድ ሰው ቢጠይቀኝ። ጊዜ እንግዲህ አንድ ጊዜ ካለፈ የማይመለስ ብቸኛው ሀብታችን ነው ደግመን የማናገኘው ማለት ነው። አንደ ከነጎደ መልሶ ማግኘት በጣም አስቸጋሪ የሆነው ብቸኛው ቅርጻችን ነው። ስለዚህ እሱን በአግባቡ መጠቀም ትልቅ ጥበብ እንደሆነ ይሰማኛል እንደዛ እንደሆነ አምናለሁ። እኔ ጊዜ ለማስተዳደር የምጠቀመው ዋናኛው ዘዴ የእለት እቅድ ማውጣት ነው። የእለት እቅድ ማውጣት ነው። ጠዋት ስነሳ ወይም ማታ ከመተኛቴ በፊት ቀጣዩ ቀን ምን ምን መስራት እንዳለብኝ እነዚህን ነገሮች በአእምሮዬም ይሁን በደብተሬ ላይ አሰፍራለሁ። ቀድሜ ምን መስራት እንዳለብኝ የእለት ተእለት እቅዴን በማስመር ጊዜዬን በደንብ ለማስተዳደር ጥረት አደርጋለሁ። ይህ ዘዴ ቀኑን በጣም ዝርክርክ በሆነ ሁኔታ ሳይሆን በአላማ እንድመራ ይረዳኛል። በተለይ ደግሞ በጣም አስፈላጊ የሆኑ ስራዎችን አስቀድሞ መጨረስ ትልቅ እረፍት ነው የሚሰጠኝ። ስለዚህ ጊዜን በአግባቡ ለመጠቀም ምን አደርጋለሁ? ነገሮችን በቅደም ተከተል ይበልጥ አስፈላጊ የሆኑ ስራዎችን ትንሽ የሆኑ ስራዎችን ዛሬ መሰራት ያለበት ስራዎችን ነገ ቢሰራ ምንም የማይሆን ስራዎችን ቀን ላይ ጠዋት ላይ የመሳሰሉ ሰአቶች ላይ ምን መስራት እንዳለብኝ ቀድሜ እወስናለሁ እዚህ እነዚህን ነገሮች ማድረግ በጣም ትልቅ እረፍት ይሰጣል። እንግዲህ ይሄ ሁሉ እቅድ ቢኖርም ጊዜን የምሰርቁብኝ ነገሮች አሉ። ለምሳሌ ማህበራዊ ሚዲያ ማህበራዊ ሚዲያ ሳላስበው ስልኬን አንስቼ ፌስቡክ ወይም ቲክቶክ ላይ ገብቼ። ለአምስት ደቂቃ ያልኩት ነገር ለአንድ ሰዓት ያህል ጊዜን ሲወስድብኝ ይገርመኛል በጣም ነው የሚገርመኝ። በዛ ሰዓት ጊዜዬን በደንብ እያስተዳደርኩ አይደለም የሚል ጸጸት ይሰማኛል። ስለዚህ አሁን አሁን ስልኬ ላይ የማጠፋውን ጊዜ ለመቀነስ በጣም ትልቅ ጥረት እያደረኩኝ ነው። ሳላስበው ጊዜን ተሻምተው እነዚህ ነገሮች ለመልካም ነገር የሚበልጥ አስፈላጊ ለሆኑ ነገር የማውለውን ጊዜ ሲወስዱብኝ የባዶነት ስሜት ይሰማኛል። ይሄንን ማስተዳደር በጣም ከባድ እንደሆነ ወይም ጸጸት ስሜት ቁጭት የመሳሰሉ ነገሮች በውስጤ ላይ እንደፈጠሩ የማድረግ ሀይል አላቸው። ሌላም ነገር ደግሞ አለ። ትዝ ይለኛል ድሮ ድሮ ሁሉንም ነገር ለነገ የማስተላለፍ ልምድ ነበረኝ። ዛሬ ነገ የማለት ልምድ አረ ጊዜዬ ገና ነው እያልኩ ስራዎችን ሳከማች መጨረሻ ላይ በጭንቀትና በጥረት ነበር የምጨርሰው። አሁን ግን የዛሬን ስራ ለነገ አታቆይ የምለውን ብሂላችንን በተግባር ለመዋል እየሞከርኩ ነው። ስራውን በጊዜው መጨረስ የሚሰጠው አእምሮአዊ ሰላም በጣም ልዩ ነው ወደሬላውም በአሜዳ እንቅ ስሜት ነው። ሌላው ለጊዜ አጠቃቀም የሚጠቀመው ዘዴ ደግሞ አይሆንም ወይም አልችልም ማለትን መልመድ ነው። አንዳንዴ ለሰው ሁሉ እሺ ስንል የራሳችንን ጊዜ እናጣለን። ይሄ በጣም የፈተነኝ ነገር ነው። ስለዚህ ለእኔ ቅድሚያ የምሰጣቸውን ነገሮች መለየት መቻሌ ጊዜን በተሻለ ሁኔታ እንዲጠቀም ረድቶኛል። ስለዚህ ሰዎች እኔ መስራት ባለብኝ ሰዓት ለሌላ ነገር ስፈልጉኝ አይ አልችልም አይሆንም ዛሬ እንዲህ አደርጋለሁ ይሄ ስራ አለኝ ብሎ የመመለስን አስፈላጊነት በሚገባ አጥንቻለሁ ማለት ነው። ስለዚህ ለኔ ቅድሚያ የሚሰጣቸውን ነገሮች መለየት መቻሌ በጣም ጊዜ እንደተሻለ መልኩ እንድትጠቀም ይረዳኛል ማለት ነው። እርግጥ ነው። አሁንም መቶ በመቶ ውጤታማ ነኝ ማለት አልችልም። ያው ግን ትላንት ከነበርኩት አንፃር ስመለከተው በጣም የተሻልኩ ነኝ። በአጠቃላይ ጊዜን ማስተዳደር ማለት ህይወትን ማስተዳደር ማለት ነው። የምንሰጠው ጊዜ ለምንሰጠው ዋጋም መገለጫ ነው። ለምሳሌ ለቤተሰብ ለስራ እና ለራስ እረፍት የሚሆን የተመጣጠነ ጊዜ ሲኖረን ህይወታችን የተቀና ይሆናል።

የልብስ ጉዳይ ሲነሳ ይሄም በጣም ቆንጆ አነጋጋሪ ነገር ነው። አንድ ሰው ምን አይነት ልብስ ትወዳለህ? ብሎ ቢጠይቀኝ እኔን መጀመሪያ ወደ አእምሮዬ የሚመጣው ቃል ምቾት የሚል ነው። ምን ማለት ነው? ለኔ ልብስ ዝም ብሎ ሰውነቴን መሸፈኛ ወይም ለሰው መታያ ብቻ አይደለም። በለበስኩት ልብስ ውስጥ ነጻነት ሊሰማኝ ይገባል። አብዛኛውን ጊዜ የምመርጠው የሆነ ካዥዋል ወይም ደግሞ ቀለል ያሉ ልብሶችን ነው። ቀለል ያሉ ልብሶች በጣም ደስ የሚለኝ ነገር ነው። እንዲህ ጭንቀት የሚፈጥር በጣም የተደራረበ ወፋፍራም ሙቀቱ የሚኮሰኩስ የሚያቃጥል በጣም የተደራረበ ነገር አይደለም። ለምሳሌ በተለይ አሁን የጥጥ ልብሶች። ቆዳዬ ላይ የሚሰጡት ልስላሴ በጣም ደስ ይለኛል። ሰውነቴ ላይ ሲነካ ኤፎይታ ጂቲ ይጋባል። ለምሳሌ አንድ ቆንጆ ቲሸርት ጂንስ ሱሪ እና ምቹ የሆኑ ስኒከር ጫማዎች ካሉኝ የትም ቦታ ለመሄድ ሙሉ በራስ መተማመን ይኖረኛል። እንደዚህ አይነት ነገሮች በጣም ቆንጆ እና ትኩረቴን የሚሲቡ ናቸው። እውነት ነው ፋሽን በየጊዜው ይቀያየራል። እኔ ግን ከፋሽን ይልቅ ለኔ የምሰማኝ የምስማማኝንና የማይከብደኝን ልብስ ነው የምመርጠው። እዚህ ፋሽን የሚያሳድድ አይነት ሰው አይደለሁም። ብለብስ ደስ ይለኛል። ግን ፋሽንን የሚያሳድድ አይነት ሰው ግን አይደለሁም። ስለዚህ ብዙ ምቾት አይሰጠኝም። እዚህ እንዳልኩት ቀለል ያለ በተለይ ቲሸርት ሱሪዎች ቆንጆ ከሆነው ድረስ እነሱን መልበስ በጣም ምቹ ነው የምሰጠኝ። ቀለሞችን በተመለከተ ደግሞ የልብስ ቀለሞችን ብዙ ጊዜ ወደ ደብዘዝ ወደ አሉ ወይም ኒውትራል ወደሆኑ ቀለሞች ማደላው። እንደ ጥቁር ሰማያዊ ወይም ነጭ ያሉ ቀለሞች። በማንኛውም ሰዓትና ቦታ የሚሄዱ ስለሆኑ ምርጫዎቼ ናቸው። በተለይ አሁን ነጭ እና ጥቁር ልብሶች በቃ እንዳለ ያሉኝ ልብሶች እነዛ ናቸው ምርጫ የቀለም ምርጫዬ ማለት ነው። እንግዲህ ይሄ ማለት ያው ደምቅ ያሉ ቀለሞችን አልወድም ማለት አይደለም እንደሱ እንኳን አይደለም። አንዳንዴ ለየት ያሉ በዓላት ወይም ዝግጅቶች ሲኖሩ ያው ደስ የሚል ደማቅ ቀለም ያላቸውን ልብሶች በመልበስ ስሜቴን ማደስ ደስ ይለኛል። ለምሳሌ ቀይ ቀለም በጣም ከምወደውም ነገር አንዱ ነው ስለዚህ ቀይ በጣም እወዳለሁ። ሰማያዊ ቦግ ያለ ሰማያዊ ቀለም ያላቸውንም ልብሶች እነሱንም ከምመርጠው ዘርፍ መካከል ናቸው። እና ይሄንንም ለመልበስ ጥረት አደርጋለሁ ስለዚህ የተለያዩ ልብሶችን ነው የምለብሰው ማለት ነው። እንግዲህ ስለ ልብስ ስናወራ የሀገራችንን ባህላዊ ልብሶች መርሳትም አይቻልም። እኔ ለባህላዊ ልብሶቻችን ትልቅ ክብር ነው ያለኝ። በብዙ በተለያዩ አይነት ነገሮች ይለበሳሉ ለምሳሌ በበዓላት ቀን ያው በሀገር ባህል ልብስ ተውቦ መታየት የምሰጠው ኩራት በጣም ልዩ ነው። እዚህ እንደ ሀገር የራሳችን የሆነ ባህላዊ ልብሶች ስላሉን እነዛ እነዛ ቦታውን በሚመጥን መልኩ እነዛን ልብሶች መልበስ በጣም ደስ ይለኛል። ያ የሸማ ስራ ጥበቡ የእጅ ስራው እነዚህ ነገሮች የሀገራችንን ጥበብ ለአለም የሚያሳይ ትልቅ ሀብታችን እንደሆነ አምናለሁ። ትዝ ይለኛል። ድሮ ልጅ እያለን አዲስ ልብስ የሚገዛልን በበዓል ወቅት ነበር በዓል ስመጣ ብቻ ነበር በቃ በዓል ጠብቀን ነበር አዲስ ልብስ የምንለብሰው ያኔ አዲሱን ልብስ ለብሰን ተቀብለን አልጋችን አጠገብ አስቀምጠን አስበው ምሽት ላይ በዓል እስኪመጣ በጉጉት የምንጠብቀው ጊዜ በቃ በቃላት አይገለጽም። ዛሬ ላይ ልብስን በፈለግን ሰዓት መግዛት ብንችልም በቃ ያ የልጅነት ናፍቆት ለአዲስ ልብስ የምንሰጠው ዋጋ እነዚህ ነገሮች አሁንም በትዝታ ውስጥ አሉ። ያንን ያንን ወቅት መጠበቅ አያስፈልግም እውነት በአሁን ጊዜ እንደዛ ለማድረግ እዚህ ያም ሆኖ ግን ያ ትዝታ አሁንም ድረስ በአእምሮአችን ያለ ነገር ነው። በአጠቃላይ ልብስ የሰው ልጅ ማንነት መግለጫ ነው። እኔ የምለብሰው ልብስ እንደየቀኑ ስሜት ይለዋወጣል። ስራ ስሄድ ትንሽ ቁም ነገር ያለበት ወይም ፎርማል የሆነ ልብስ እመርጣለሁ ቅዳምና ህይወት ደግሞ ዘና የሚያደርገውኝን እመርጣለሁ። ዋናው ቁም ነገር ግን በለበስኩት ልብስ ውስጥ ደስተኛ መሆን መቻል

እንግዲህ ምን አይነት የሙቀት መጠን ትመርጣለህ ተብዬ ብትጠየቅ? እኔ ወደ ቅዝቃዜ የሚያደላ ወይም መጠነኛ የሆነ የአየር ሁኔታ ሚመርጥ አይነት ሰው ነኝ። ብዙ ሰው ፀሀያማና ሞቃታማ ቀናትን ልወድ ይችላል። እኔ ግን ያለ ለግለግ ያለ ወይም ደግሞ ለሰውነት ምቹ የሆነውን ሰውነትን የሚያድሽ ቀዝቃዛ አየር ነው የሚመቸኝ። ሞቃትና በጣም የፈላ በጣም ሚያቃጥል ሲሆን ደስ አይለኝም። ልክ በዛውም መጠን ደግሞ በጣም የቀዘቀዘ ለመንቀሳቀስ ለመተንፈስ የሚያስቸግር። ሚያንቀጠቅጥና በረዷማ አይነት የሆነ አየርም አይመቸኝም። ስለዚህ መጠነኛ መካከለኛ የሆነ ምቹ የሆነ ለሰውነት ምመርጥ ሚያድስ አይነት ሙቀት ያለው አይነት የፀሀይ ይም ሆነ የቅዝቃዜ አይነት የምመርጥ ሰው ነኝ። ለምንድነው? ቅዝቃዜን የምመርጠው አንደኛው ምክንያት ሰውነቴን ለማሞቅ ብዙ አማራጮች ስላሉ ነው። ለምሳሌ የአየር ሁኔታ ስቀዘቅዝ የሚወዱትን ወፍራም ልብስ ወይም ጃኬት መልበስ ይቻላል በዚህ ሙቀትን ማምጣት ይቻላል ትኩስ ነገር መጠጣትም አንዱ ዘዴ ነው። በዛ ላይ ደግሞ ቅዝቃዜው ባለበት ወቅት አእምሮህ ይበልጥ ንቁና ለስራ ዝግጁ የሚሆን ይመስለኛል ከሙቀት ይልቅ ማለት ነው። በጣም ሞቃታማ በሆነ አካባቢ ግን ሰውነት ይዝላል እንቅልፍ እንቅልፍ ይላል እናም የመስራት ተነሳሽነት ይቀንሳል ድካም ድካም ስለሚል ማለት ነው። ከዚህ አንፃር ለስራ እንኳን ምቹ ሆኖ አንድ ሰው ለመንቀሳቀስ ከተፈለገ አየሩ ቀዝቀዝ የሚል ወይም ደግሞ መጠነኛ መሆን መቻል አለበት እንደዛ ሲሆን በጣም ግሩም እና ልዩ የሆነ የውስጥ መነሳስነት ይኖራል ማለት ነው። ትዝ ይለኛል በአምሌና በነሀሰ ወር የምኖረው ያ የክረምት አየር ለኔ የተለየ ትርጉም አለው። ዝናብ ዘምቦ ሲያባራ የምፈጥረው ቅዝቃዜ የምድር ሽታ በቃ ያ ሁኔታ ውስጥ መሆን ትልቅ ሰላም ይሰጠኛል። በተቃራኒው ደግሞ የካትትና መጋቢት አካባቢ የሚኖረው ከፍተኛ ሙቀት። ትንሽ ያስቸግረኛል እኔን ሙቀቱ ስበረታ ትኩረት ይበተናል። ቶሎ ትደክማለህ እናም ውሃ የመጠጣት ፍላጎትህ ከመጠን በላይ ይጨምራል እናም ይሁን ምትሆነውን ነው ምታጣው ትቅበጠበጣለህ ትቁነጠነጣለህ ነገሮች ግራ ያጋባሉ ምቅቱ ያስጨንቅሃል ከላይ ሚመጣው ቃጠሎው ያስጨንቅሃል። ከውስጥ ደግሞ ውሃ ለመጠጣት ያለህ ፍላጎት በጣም ነው ስቃይ ሚፈጥረው እና እነዚህ ነገሮች ትንሽ ምቾት ስለሚነሱ ደስ ደስ ማይል ነገር ይፈጥራሉ። በርግጥ በጣም ጽኑ ቅዝቃዜ ወይም በረዶ ያለበት አይነትም ደስ አይልም። በጣም ከባድ ነው ሚሆነው ለምሳሌ እንቅስቃሴን ይገታል ከቤት እንዳትወጣም ያደርግሃል። ይሄ ደግሞ ተመራጨ የሙቀት መጠን አይደለም። ስለዚህ ለስላሳ ቅዝቃዜ ሚባለው ነው የኔ ተመራጩ የሙቀት ወይም የአየር አይነቱ ማለት ነው። እሱ ነው ሚመቸኝ። እኔ ያ ጧት ስትወጣ ፊትህን የሚነካህ ትኩስ ንፋስ። ቀኑን ሙሉ በብሩህ ስሜት እንድታሳልፍ ነው ምረዳህ አስበው በአየር በጣም ቀዝቃዛ በሆነ አየር በረዷማ ሲሆን ጠዋት ተነስተህ ፀሀይ አታይም። በዛ ጭጋግ ውስጥ ነው ምትወጣው ወደ ውጭ እና ያ ምን ያህል ሸክም ሊሆን እንደምችል አስበው። ከእሱ ተቃራኒ በሆነ የአየር ፀባይ ውስጥ ደግሞ ከሆነ ያለ ጠዋት ተነስተህ ፀሀይ መሞቅ ትችላለህ በጣም ምቹ ነው ሚሆነው ያ ሁኔታ ማለት ነው። ከዚህ አንፃር ቆንጆ እና ተስማሚ ሚሆነው ለኔ መጠነኛ የሙቀት አየር ነው ሚመቸኝ የሙቀት መጠን ነው ሚመቸኝ። አየር የአየር ሁኔታ ስነሳ ያው በሰው ልጅ ስሜት ላይ ትልቅ ተጽኖ የሚያሳድር ነገር ነው። እኔ በቅዝቃዜ ውስጥ ይበልጥ ውጤታማና ደስተኛ እንደሚሆነው ሁሉ ሌሎች ደግሞ ሙቀትን መጠን ሚመቻቸው አሉ። ምርጫዬ ግን ሁልጊዜም ወደ ቀዝቃዛውና ወደ መጠነኛ የሙቀት መጠን ሚያደላ ነው የኔ። ከኔ በተቃራኒ ደግሞ ሌሎች ሞቃት በጣም ሞቃት ሚወዱ አሉ። ከዛ ደግሞ ቅዝቃዜ በጣም ሚጠሉ አሉ ምንም አይነት ቅዝቃዜ ማይፈልጉ ሰዎች አሉ በረዷማ አካባቢ በጣም ሞቃት የሆነ ካጠላዋማ በሆነ አካባቢ ሚኖሩ ሰዎች ቀዝቀዝ ወደ ሚል አየር ወዳለበት አካባቢ ቢመጡ ምን ያህል ልጨነቁ ምን ያህል ሊከፉ ምን ያህል ሊያዝነው እንደምችሉ መገመት አይከብድም ስለዚህ በዚህ መልኩ። የአየር ሙቀት ፍላጎት ከሰው ሰው ይለያያል

ወደ ገበያ የምሄድበት ጊዜ መጠን ይለያያል። ምን ያህል ጊዜ ወደ ገበያ ትሄዳለህ? ብሎ አንድ ሰው ቢጠይቀኝ እንደ ግዢው አይነት ይለያያል የሚል ነው ምላሽ የምሰጠው። አብዛኛውን ጊዜ ግን ያው በሳምንት አንድ ቀን በተለይ ቅዳሜ ጠዋት ወደ ገበያ መሄድ የዘውትር ልምዴ ነው። እንደ ሰዎቹ አላዘወትርም። እንደ ግዢውና እንደ እቃው መጠን እንደሚያስፈልገኝ ነገር መጠን በሳምንት አንድ ቀን የግድ ግን መሄዴ አይቀርም። ቅዳሜ ለእኔ የሳምንቱን የቤት ፍጆታ የማሟላበት ትልቅ የገበያ ቀኔ ነው። እስከዛ ያሉት ነገሮች ሊገባደዱ ይችላሉ። እሁድ ደግሞ ለሌላ ነገር ስለሚጠቀም እዚህ ቅዳሜን ለዚህ ለገበያ ቀን የማውልበት ጊዜ ነው። እና የቤት ውስጥ ፍጆታዬን በዚህ መልኩ ለማሟላት ያችን ቀን መድቤያለሁ። እዚህ ብዙም ባላዘወትርም እንደ ግዢው አይነት የተለያየ ቢሆንም ግን በሳምንት ቢያንስ በዚች ቀን ለመሄድ እሞክራለሁ። እንግዲህ ለምን ቅዳሜን መረጥኩ? አንደኛው ነገር ቅዳሜ ገበያው ትኩስና የተሟላ ስለሚሆን ነው። ለምሳሌ አትክልትና ፍራፍሬ ስገዛ በቀጥታ ከገበሬ የመጣ የሚመስሉ ትኩስ ነገሮችን ማግኘት እወዳለሁ። ልክ ከእርሻ የመጡ አይነት የሚመስሉ በጣም ትኩስ የሆኑ ነገሮችን ማግኘት የሚቻለው ያልተበላሹ ያልቆዩ ያልጠወለጉ የመሳሰሉ ነገሮችን ቀጥታ ማግኘት የሚቻልበት ቀንም ስለሆነ ነው። ብዙ ሰውም ከስራ ውጪ የሆነ ቀን ስለሆነ ያችን ቀን መርጦ ነው ቅዳሜ ገበያን ብለው ወደ ከተማ ለመሸጥ ያንን ነገር የሚያመጡት። እና በቀጥታ ከአምራችሁ ያንን ነገር ሄዶ መግዛት በጣም ለየት የሚል ስሜት ይፈጥራል። ጤናማና አንድ ሰው የሆነው ነገር የማግኘት አጋጣሚውንም ስለሚያሰፋ ማለት ነው። አንዳንዶች ራሳቸው ገበሬዎች ራሳቸው አምጥተውም ሊሸጡ ስለሚችሉ ያንን ከእነሱ ቀጥታ መግዛቱ ልዩ ስሜት ይፈጥራል። ለምሳሌ ሽንኩርት ቲማቲም ድንች እነዚህን ሁሉ ለሳምንት የሚበቃኝን ያህል ወጥቼ እገዛለሁ። በዛች ቀን ማለት ነው። እነዚህ የፍራፍሬ የጥራጥሬ የስራ ስራ አይነቶች በጣም በዚህ መልኩ ሊጠቅሙኝ ስለሚችሉ ማለት ነው። እነዚህን ሁሉ ለሳምንት የሚበቃኝን ያህል መጥቼ እገዛለሁ። ከዛ በሳምንት አንድ ቀን መሄዴ ደግሞ ጊዜን በአግባቡ እንዲጠቀም ይረዳኛል። በየቀኑ ሱቅ ደጅ ከመመላለስ አንድ ቀን ወጥቶ ሁሉንም መጨራረስ በጣም እፎይታ የሚሰጥ ነገር ነው። ጊዜን ከመቆጠብም አንፃር ማለት ነው። ይበልጥ ለሌሎች ነገር የምናውለውን ጊዜ በየቀኑ ሱቅ እየተመላለስን ከምንጨርስ በአንዴ ገዝተን ብንገላገል ጥሩ ይመስለኛል። እና ከብዙ ነገር አንፃር የሚጠቅም ነገር ምን ስላለው እንደዛ ማድረጉ ቆንጆ ነው ብዬ ነው የማስበው። በሌላ በኩል ደግሞ ለምሳሌ እንደ ስኳር ዘይት እና የንጽህና መጠበቂያ ቁሳቁሶች ያሉ የማይበላሹ ነገሮችን በወር አንድ ጊዜ በብዛት ነው የምገዛው፤ በወር አንዴ ማለት ነው። እዚህ ያቺን የወጣሁባትን ጊዜ ደረቅ ነገሮች ስለሆኑ ስለማይበላሹና መቆየት ስለሚችሉ ገዝቶ ማስቀመጡ በጣም የተሻለ ነው የሚሆነው ማለት ነው። ይሄ ደግሞ ያው ከዋጋ አንፃርም ሆነ ከጭንቀት ራስን ለመቀነስ በጣም ይረዳል። አንዴ ገዝ ከገዛ በኋላ አንድ ነገር በርከት አድርገህ መግዛት እየቻልክ ግን ከወር በኋላ ወይ ስትሄድ ወይ ደግሞ በየቀኑ ስትሄድ ያ ነገር ዋጋው ጨምሮ ስታይ በጣም ታዝናለህ። ከዛ ራስህን ለመጠበቅ ምን ማድረግ ይቻላል። አንዴ ገዝቶ መቀመጡ ይሻላል። አሁን ላይ ደግሞ በየቀኑ ዋጋ ሲጨምር ከማየት በጅምላ አንዴ ገዝቶ ማስቀመጥ ብልህነት ይመስለኛል። ማን ወጪ እንዲቀንስ የማይፈልግ ማን አለ። ትዝ ይለኛል ድሮ ገበያ መሄድ በጣም ደስ ይለኝ ነበር። ያ የገበያው ጫጫታ የሰዎች መገፋፋት እና ደግሞ ቀንስልኝ ጨምርልኝ የሚባለው የዋጋ ክርክር ራሱ የኔ አንድ የባህል አካል እንደሆነ ነበር የሚሰማኝ። አሁን ግን ያው ብዙ ጊዜ ወደ ሱፐር ማርኬቶች ማድላት ጀምረናል እኛ ሰዎች ማለት ነው። ሱፐር ማርኬት ምቹ ቢሆንም ያንን እውነተኛ የገበያ ድባብ ግን አይተካውም። ለምሳሌ አንዳንድ ጊዜ ያንን ድባብ ፍለጋ ወደ ትላልቅ ክፍት ገበያዎች መሄድ ደስ ይለኛል። ያለው ጋጋታው ሲጣሩ እኔ ጋር ና፤ እኔ ጋር ግዛ ምናምን የሚሉት ነገሮች ልዩ ስሜት ስለምንሰጥሁም ብዬ ያቺኛዋን ጊዜ ለማስታወስ የምሄድባቸው ጊዜያቶች አሉ። እርግጥ ነው አልፎ አልፎ ባልታሰበ ሁኔታ የገዛሁት ነገር ሊያልቅብኝ ይችላል። በዛ ሰዓት በየመሃሉ ወደ ሰፈር ብቅ ማለቴ አይቀርም። ያው ግን በአጠቃላይ እቅድ አውጥቶ ወደ ገበያ መሄድን እመርጣለሁ። ምክንያቱም ያለ እቅድ ገበያ ከገባህ የማያስፈልጉህን ነገሮች ሁሉ ገዝተህ በባዶ ኪስ ልትመለስ ትችላለህ።

በስራ ላይ ችግሮች ትፈታለህ በጣም ሁሌም ለማድረግ የሚጥረው ነገር ነው። እና በስራ ላይ ችግሮች ማጋጠማቸው አይቀርም። በስራ ላይ አንዳንዴ ምን አይነት ችግሮች ብዙ አይነት ችግሮች ሊያጋጥሙ ይችላሉ። እና እነዚህን ነገሮች ለመፍታት መሞከሩ በጣም ቆንጆ ይመስለኛል። ያልተጠበቀ ነገር። ሊያጋጥም ይችላል እና እነሱን ነገሮች ለመፍታት በጣም ያልታከመ በጣም ጥረት የተደረገበት መሞከር በጣም ቆንጆ ነው ብዬ ነው የማስበው። እና አንድ ሰው በስራ ላይ ችግሮች ትፈታለህ ብሎ ነው የሚጠይቀኝ። አዎ ብዬ ነው የምመልስለት እንዲያውም ስራ ማለት በራሱ በየቀኑ የሚመጡ አዳዲስ እንቆቅልሾችን የመፍታት ሂደት ነው ብዬ ነው የማምነው። እኔ ችግር የሌለበት ስራ የለም። ይሄ ግልጽ ነው ሀቅ ነው። ማንኛውም አይነት ስራ ችግር ይገጥመዋል። ዋናው ቁም ነገር ግን ችግሩ ሲመጣ የምንወስደው እርምጃና የምናሳየው ትዕግስት ነው። እንጂ በየትኛውም ስራ ላይ ችግር መከሰቱ አይቀርምና እና ችግርንም እንደ አንድ ስራው ክፍል አካል አድርገን ማየታችን በጣም ጥሩ ነው ብዬ ነው የማስበው። እኔ በስራዬ ላይ ችግር ሲያጋጥመኝ መጀመሪያ የማደርገው ነገር መረጋጋት ነው። ረጋ ብሎ በጉዳዩ ላይ ማሰብ ብዙ ጊዜ ሰዎች ችግር ሲፈጠር ይደነግጣሉ። ይሄ ደግሞ የተሳሳተ ውሳኔ እንዲወስዱ ያደርጋችኋል። እዚህ አንድ ሰው ተረጋግቶ ካላሰበ የተሳሳተ ውሳኔ መውሰዱ አይቀርም። በችኮላ የሚወሰድ ነገር ብዙን ጊዜ ችግር ማስከተሉ አይቀርም። እኔ ግን ቆም ብዬ ችግሩ ምንድነው? ከየት መጣ? እንዴትስ ልንፈታው እንችላለን ብዬ ራሴን እጠይቃለሁ። ችግሩን በትክክል መረዳት የመፍትሄ ግማሽ መንገድ ነው የሚባለው ለዚህ ነው። እዚህ ችግሩን አንድ ሰው በደንብ ሳይረዳ ልፍታ ቢል ይሄ በጣም ከባድ ነው። ስለዚህ ሌላ ሌላ ችግር ነው ሚፈጥረው ማለት ነው። ያ እንዳይሆን መረጋጋትን ስለሚፈጥር ጭምር ችግር ከመፍጠር ለመፍታት ከመሞከር በፊት ምክንያቱን መንስኤውን ማወቁ በጣም ቆንጆ እንደሆነ ይሰማኛል። እንግዲህ አንዳንድ ችግሮች ቀላልና ወዲያው ነው የሚፈቱ ሊሆኑ ይችላሉ ብዙም ጊዜ የማይወስዱ በቀላሉ የሚፈቱ ሊሆኑ ይችላሉ። አንዳንዶቹ ደግሞ ከባድ እና የሌሎችን ባልደረቦች እገዛ ወይም የሌሎችን ድጋፍ የሚጠይቁ ይሆናሉ። እኔ በባህሪዬ ሁሉንም ነገር ብቻዬን ልፍታው የማለት ልምድ የለኝም። ምጭጭ ብዬ ይሄን ነገር ብቻዬን ካልፈታሁ የሚል አይነት ሰው አይደለሁም። ከአንድ ራስ ሁለት ራስ የሚባለው እውነት መሆኑን አምናለሁ። ከስራ ባልደረቦቼም ጋር በመመካከር የተሻለ መፍትሄ ማምጣት ደስ ይለኛል። ለነሱም እድል መስጠት ይሆናል። በጋራ የምንፈታው ችግር ቡድናችንን ይበልጥ ያቀራርበዋል። ይበልጥ ይሄ መተሳሰብ እንዲኖር ያደርጋል እና አንዱ ሌላውን እንደሚያከብር በሚገባ የሚያሳይ ነገር ስለሆነ ይሄንን ለማድረግ ጥረት አደርጋለሁ። ከዛ በፊት ምን ትዝ ይለኛል አንድ ጊዜ በስራዬ ላይ በጣም አስቸጋሪ ሁኔታ ገጥሞኝ ነበር። ያቀድነው ነገር ሁሉ ተበላሽቶብን ጊዜው ደግሞ በጣም እያለቀ ነበር። እና በዛን ሰዓት ተስፋ ከመቁረጥ ይልቅ ያሉንን አማራጮች ሁሉ ዘርዝረን በዝርዝር ተወያየንባቸው። በመጨረሻም ካሰብነው በላይ ውጤታማ የሆነ መፍትሄ አገኘን። በጣም ነው የሚገርም የነበረው አጋጣሚ ችግርን እንደ ስጋት ሳይሆን እንደ መማሪያ አጋጣሚ ማየት እንዳለብኝ አስተምሮኛል። እዚህ አንድ ነገር ሲገጥም ብቻዬን ለመፍታት ከመሯሯጥ ይልቅ በቡድን አንድ ላይ ሆኖ ማሰቡ የተለያዩ አይነት መፍትሄዎች የተለያዩ አይነት አቅጣጫዎች የተለያዩ አይነት የጉዳዩን መፍታት የምንችልበት ዘዴዎች ከተለያዩ ሰዎች ሊመጡ ስለሚችሉ አንድ ሰው ብቻውን ያንን ነገር ለመፍታት ከሚያደርገው ትግል ከሚያባክነው ጉልበት እና ጊዜ እንዲገላገል ያደርገዋል እንዲሁም ውጤታማ እንዲሆን ያደርጋል። በስራ ላይ ችግር ፈቺ መሆን ማለት ያው ሁል ጊዜ ትክክለኛ መሆን ማለት አይደለም። አንዳንድ እንደመረጥከው መፍትሄ ላይሰራ ይችላል በዚህ ጊዜ መደናገጥ የለብህም። በዛ ሰዓት ምንድነው ማድረግ አለብን? ለምን አልሰራም? ብሎ ተረድቶ ሌላ መንገድ መፈለግ እንጂ እንዴት እንዴት አይሰራም እኔ ያመጣሁት መፍትሄማ መሆን አለበት ብሎ ሙጭጭ ማለት አያስፈልግም። እኔ ሁልጊዜም ቢሆን ከአንድ በላይ አማራጭችን እመርጣለሁ። ስለዚህ ይሄ ደግሞ ድንገተኛ ነገር ሲፈጠር እንኳን እንዳይጨንቀኝ ይረዳኛል። ስለዚህ አማራጭ አንድ አማራጭ ሁለት እያልኩ ማስቀመጤ ምናልባት አንደኛው ሳይሰራ ቢቀር ወደ ሌላኛው ለመሄድ መፍትሄው ምን እንደሆነ አስቸኳይ ፍቺ የጉዳዩን ፍቺ ለማድረግ ለማስቀመጥ ይረዳል። በስራ ላይ ችግሮችን መፍታት በጣም እርካታ የሚሰጠኝ ነገር ነው። አንድን የተወሳሰበ ነገር አስተካክለ አስተካክለህ ውጤቱን

ማብሰል ትችላለህ ይሄ ለጥያቄ የሚቀርብ ጉዳይ አይመስለኝም። ምክንያቱም አሁን ላይ ማብሰል የማይችል ሰው አለ ብዬ አላስብም። ግን እንደ ጥያቄ እንየው እና አንድ ሰው ማብሰል ትችላለህ ብሎ እኔን ቢጠይቀኝ መልሴ አዎ እንደውም ማብሰል ለኔ ትልቅ መዝናኛዬ ነው የሚል ይሆናል። ምግብ ማብሰል ዝም ብሎ ሆድን መሙላት የሚደረግ ተግባር ሳይሆን ለምትወዳቸው ሰዎች ፍቅርህን የምትገልጽበት ጥበብ እንደሆነ ይሰማኛል። እኔ ስለዚህ ለምሳሌ ሆዴን ለመሙላት ማንኛውንም ነገር አንድ ሰው መመገብ ይችላል ብድግ አድርጎ ያንን ነገር ማጣጣም ይችላል። ነገር ግን ለሌላ ሰው ደግሞ ያለህን ፍቅር ለመግለጽ ምርጥ የሆነውን ነገር ማሳየት መቻል አለብህ እሱ ደግሞ ጥበብ ይጠይቃል። የተለያዩ የማጣፍጫዎችን መጠቀም ብዙ ነገሮችን ማድረግ ይጠይቃል። ሰፋ አድርጌ ይሄን ጉዳይ ስናገር ለምሳሌ እኔ ማብሰል የጀመርኩት ገና በልጅነቴ እናቴ ወጥ ቤት ውስጥ በመርዳት ነበረ እሷን አግዛት ነበረ። ያኔ ሽንኩርት መክተፍ በርበሬ መመጠን እና የወጡን ሽታ ማሽተት ልዩ ደስታ ይሰማኝ ነበረ። አሁን ግን ራሳችን ላይ የተለያዩ ምግቦችን ማዘጋጀት እችላለሁ። ያኔ ከእናቴ ያገኘሁት ያ ከጎኗ ሆኜ የተማርኩት ነገር አሁን ላይ ራሴን ችዬ የተለያዩ ምግቦችን የማዘጋጀት ጥበብ እንዳዳብር ረድቶኛል። በተለይ ደግሞ የሀገራችንን ባህላዊ ምግቦች ማብሰል በጣም ደስ ይለኛል። ለምሳሌ አንድ ቆንጆ ሽሮ ወጥ ለመስራት ሽንኩርቱን በደንብ አበስላለሁ በውኑ ኝና ነጭ ሽንኩርቱን አዋህደህ የሚወጣው ሽታ በጣ ልዬ ስሜት የምፈጥር ነገር ነው። ለኔ የምግብ ፍላጎትህን እንደው ወዲያውኑ ነው የሚያቀሰቅሰው። ስለዚህ የተለያዩ ቅመሞችን አንድ ላይ አድርገህ የተለያዩ ማጣፈጫዎችን ጨምረህ ቀምመህ የምትሰራው ያ ስራ። የምትሰማው ሽታ የሚያውደው ሽታ ጎረቤት ይጣራል በጣም ደስ የሚል የምግብ ፍላጎትህን ከፍ የማድረግ አቅም አለው። እንግዲህ ያው ማብሰል እንደሚታወቀው ነው ትዕግስት ይጠይቃል። ሰአቱን መመጠን ያስፈልጋል ቅመሞቹን በየጊዜው መጨመር ያስፈልጋል እና ጣዕሙን እየቀመሱ ማስተካከልም የሚያስፈልግ ነገር ነው እና ትኩረት የሚጠይቅ ነገር ነው። እኔ ያው ወጥ ቤት ውስጥ ሲሆን ሁሉንም ጭንቀቶችን እረሳለሁ ትኩረቴን በሙሉ በምሰራው ምግብ ላይ ብቻ ነው የማደርገው ማለት ነው። እንዳይሰረቅ አሰና ነገሩ እንዳይበላሽ ለመመጠን እንዲያስችል ማለት ነው። ምግብ አፕሲዬ ለጓደኞቼም ወይም ለቤተሰቦቼ አቅርቤ እነሱ አዋው እንዴት ያምራል በጣም ይጣፍጣል ስሉኝ በጣም ትልቅ እርካታ ነው የሚሰማኝ። ምንም ሊተካ አይችልም። እዚህ የሰራኸውን ስራ አንድ ሰው አስተውሎ ለዛ ነገር ሲያደንቅህ ማንኛውም ሰው በጣም እንደሚደሰት የታወቀ ነው እንደሚኮራ በራሱ በያው በሰራው ነገር በጣም እንደሚደሰት ምንም ጥያቄ የለውም። ትዝ ይለኛል መጀመሪያ ማብሰል ስጀምር ብዙ ስህተቶችን እሰራ ነበር። አንድ ቀን ጫው እብዝቼ ምግቡ የማይበላ ሆኖብኝ ነበር በጣም ብዙ ጠው ነበር ያረኩት ሌላ ቀን ደግሞ እሳቱን ሳልቀንሰው ቀርቼ ወጡ አሮብኝ ነበር። ግን እነዛ ስህተቶች ናቸው ዛሬ ላይ ጎበዝ አብሳይ እንድሆን የረዱኝ ስለዚህ ከስህተት መማር ጥሩ ነው። አሁን አሁን አዳዲስ የውጭ ሀገር ምግቦችን እንደ ፓስታ ወይም እንደ ሰላጥ ያሉ ነገር ምግቦችን በራስህ መንገድ አጣፍጬ መስራት እወዳለሁ። ያኔ ያደረኩት ያ ጥረት ዛሬን በደንብ ባለሙያ እንዲሆን እና ቆንጆ ነገር መስራት እንድችል መንገድ ከፍተውልኛል። እና ከስህተት መማር ጥሩ ነው። ስለዚህ ሞክሮ ማየት አንድ ነገር የሚሰጠውን እርካታ እና ቆንጆ ውጤት በራሴ ህይወት መገንዘብ ችያለሁ። ለኔ ምግብ ማብሰል የፈጠራ ስራ ነው። ሁል ጊዜ በመጽሐፍ የታዘዘውን ብቻ ሳይሆን የምግብ ዝርዝር የምግብ ዝግጅት መጽሐፎች አሉ እሱ ላይ የታዘዘውን ብቻ ሳይሆን የራስህን ቅመም ጨምረህ አዲስ ጣአሰም መፍጠር በጣም ደስ የሚል ነገር ነው። ወጥ ቤት ውስጥ የሚሰማው ያ የጩኸት ድምጽ የቢላው ድምጽ እና የምንከተከተው ያ የሚንተከተከው ወጥ ድምጽ በጣም ልክ እንደ ሙዚቃ ነው ለኔ ልዩ ስሜት ይፈጥራል። የኩሺናው ድባብ በራሱ በጣም ደስ የሚል የሚፈጥረው የራሱ የሆነ ደስታ ስሜት አለው። በአጠቃላይ ማብሰል መቻል ትልቅ ነጻነት ነው። የፈለከውን ነገር በፈለከው ጣዕም አዘጋጅተህ መብላት ትችላለህ። ለራስህ ስለዚህ አዎ ማብሰል እችላለሁ። እንደውም በየሳምንቱ መጨረሻ አዳዲስ ምግቦችን እየሞከርኩ ራሴን እና ቤተሰብን ማስደሰት።

ውሳኔ መስጠት ትችላለህ አንድ ሰው ወደደም ጠላም። ውሳኔ የማድረግ ግዴታ እንዳለበት ይሰማኛል። እኔና ውሳኔ መስጠት የህይወት የዕለተ ተእለት ግዴታችን ነው ማለት እችላለሁ። ምክንያቱም ያንን የሚጠይቁ በየእለቱ የምያጋትሙን የተለያዩ ነገሮች ስላሉ ማለት ነው። እና አንድ ሰው ውሳኔ መስጠት ትችላለህ ወይ ብሎ ቢጠይቀኝ? አዎ ብዬ ነው የምመልሰው ውሳኔ መስጠት የህይወት መመሪያዬ ነው ይህንን ለአንድ ሰው መመለስ እችላለሁኝ በሙሉ በራስ መተማመን ማለት ነው። ህይወት እንግዲህ በየቀኑ የምንወስናቸው የትናንሽ እና የትላልቅ ውሳኔዎች ውጤት ናት። ውሳኔ አለመስጠት ራሱ በራሱ አንድ ውሳኔ እንደሆነ ነው እኔ የምረዳው ለአንድ ነገር ውሳኔ መስጠት አለመስጠት ራሱ አንድ ውሳኔ ነው። ምክንያቱም የሚቀርቡልህ ነገሮች ወይ አዎ ወይ አይ ወይ ወስን ወይ አትወስን ወይ እንዲህ አድርግ ወይ እንዳታደርግ የምል ግዳጅ ውስጥ የሚከቱ ነገሮች እንደሆኑ ስለማምን ማለት ነው። እኔ ውሳኔ ስሰጥ መጀመሪያ የማደርገው ነገር ያሉኝን አማራጮች ማመዛዘን ነው። ውሳኔ ቀላል ላይሆን ይችላል ወይ ደግሞ ቀላል ሊሆን ይችላል ለምሳሌ ዛሬ ምን ልልበስ ወይ ምን ልብላ የሚሉ አይነት ውሳኔዎች ቀላል ሊሆኑ ይችላሉ። እነዚህ ብዙም አአምሮን አያደክሜውም ያው ነገር ግን ያው ስለ ስራ ስለ ትምህርት ወይም ስለ ወደፊት ህይወት የሚመለከቱ ትላልቅ ውሳኔዎች ሲሆኑ በደንብ ጊዜ ወስጄ እነዚህ ነገሮች ላይ አስባለሁ። ጥቅሙን እና ጉዳቱን መዘርዘር እንዲሁም ውሳኔው በሌሎች ሰዎች ላይ የሚኖረውን ተጽዕኖ ማጤን የእኔ ልማድ ነው። ስለዚህ ዝም ብዬ ከመወሰነ ይልቅ አንደኛ በእኔ ህይወት ለይ ምን ተጽዕኖ ይኖረዋል ሌሎችስ በዚህ ጉዳይ ምን ይሰማቸዋል? ምን አይነት ነገር ምን አይነት ስራ ብመርጥ ነው ሰዎች ደስተኛ የሚሆኑት ምን አይነት ስራ ብመርጥ ነው ገቢዬ የተሻለ የሚሆነው ምን አይነት ስራ ብመርጥ ነው ወደፊት ህይወቴ የተስተካከለ ሊያደርግ የምችለው ምን አይነት ትምህርት ብማር ነው ውጤታማ የሚሆነው አአምሮዬ የምታነፅው ክህሎቴ የሚያድገው እነዚህ ነገሮች በደንብ አስብባቸዋለሁ። ምን አይነት ትምህርት ብከታተል ቤተሰቦችን ሊለውጥ እችላለሁ የራሴን ህይወት ሊለውጥ እችላለሁ። ስለ ወደፊቱ ህይወትም ማሰብ በጣም ቆንጆ ትክክል ነገር ነው የውሳኔ ትልቅ ውሳኔ የሚጠይቅ ነገር ነው ከባድ ውሳኔ ነው። የት ሊኖር ማንን ላግባ ስንት ልጆች ልውለድ? ቤት የት ልስራ? እነዚህ እነዚህ የመሳሰሉት ውሳኔዎች በጣም ጊዜ የሚያስፈልጋቸው በደንብ ልታስብባቸው የሚገቡ ነገሮች ናቸው። እንግዲህ ውሳኔ መስጠት ሁልጊዜ ቀላል አይደለም ያው አንዳንድ አንዳንዴ በሁለት እኩል የምሳቡ ሀሳቦች መሃል ትቀራለህ ሚዛን ሁለቱም መሃል ይሆንና በጣም ግራ ትጋባለህ በዚያ ሰዓት ውስጣዊ ስሜት ምን ይለኛል እኔ ውስጤ ምን ይለኛል ልቤ ምን ይለኛል ብዬ ራሴን እጠይቃለሁ። ብዙ ጊዜ ያው አአምሮአችን መረጃዎችን ሲያሰላስል ለባችን ደግሞ ትክክለኛውን አቅጣጫ ይጠቁመናል ስለዚህ አይምሮና ልቤ ተጣምረው የምሰጡኝ ነገር ለማድረግ ውሳኔ ለመወሰን በጣም እሱ ላይ በደንብ መታገል ያስፈልጋል ማለት ነው። በእነዚህ ሁለት ነገሮች መሃል ሚዛን መጠበቅ መቻል ትልቅ ብልህነት ይመስለኛል። እኔ ሁለት አሻም የሆኑ ውሳኔ የሚጠይቁ ነገሮች ስቀርቡልን የትኛውን ሊወስን የሚለውን ነገር ማጤን በጣም ትልቅ ጥበብ የሚጠይቁ ነገሮች እንደሆነ ነው እኔ የሚሰማኝ። ትዝ ይለኛል በአንድ ወቅት በጣም ከባድ ውሳኔ መወሰን ነበረብኝ ያ ውሳኔ ህይወቴን ሙሉ ለሙሉ ልቀይረው የምችል ነበር በዛ ሰዓት በጣም ፈርቼ ነበር ምክንያቱም የተሳሳተ ውሳኔ ቢወስን የሚመጣውን ውጤት እፈራ ስለነበር ነው። ግን አንድ ነገር ተረዳሁ ስህተት የመስራት ፍርሃት ውሳኔ ከመወሰን ሊያግደን አይገባም። እሳሳት ይሆናል ብለን ከመወሰን ወደህዋላ ልንል በፍጹም የሚገባ ነገር አይደለም። ውሳኔ ሰጥቼ ተንቀሳቀስኩ። ውሳኔ ውሳኔውም ከተበቅኩት በላይ ቆንጆ ሆነ ስለዚህ የምያመነታ ነገር ብኖርም አይ መወሰን አለብኝ ብዬ ያደረኩት ነገር ያ ያደረኩት ጥረት እና እንቅስቃሴ ጥሩ ነገር አስገኛልኝ። ያ አጋጣሚ ነበር በራሴ እንድትተማመን እኔን የረዳኝ ውሳኔ መስጠት ማለት ውጤቱን ለመቀበልም ደፋር መሆን ማለት ነው። የወሰንኩት ውሳኔ ስህተት ቢሆን እንከዋን ከዛ ስህተት ተምሬ ሌላ የተሻለ ውሳኔ ለመወሰን ዝግጁ እሆናለሁ። ስህተቴን እንደ ውድቀት ሳይሆን እንደ ትልቅ ትምህርት ነው እኔ የምቆጥረው። በአጠቃላይ ውሳኔ መስጠት መቻል ማለት የራሴን ህይወት መሪ መሆን ማለት ነው።

በባህላችን ሰርግ እንዴት ይከናወናል በጣም የሚገርም ሀሳብ ነው። እና በባህላችን ብዙ አይነት የሰርግ አይነት አይነቶች አሉ። እንደ ሀገራችን እንደ ኢትዮጵያ። በጣም ብዙ አይነት የሰርግ እንደየባህሉ እንደየአካባቢው እንደየሰው እንዳደገበት አካባቢና ባህል ከስብስቦች ተጽዕኖ በተቀረጸው መንገድ መሰረት በጣም በጣም በተለያዩ አይነት መንገድ ባህል ይከናወናል። እና ሰርግ ያው እንግዲህ ስለ ሀገራችን የሰርግ ስነ ስርዓት ካወራን ሂደቱ በጣም ረጅም ነው። ጥልቅ እና እጅግ በጣም ደስ የሚል ነገር ነው። ሰርግ በባህላችን ዝም ብሎ ዝግጅት አይደለም ትልቅ ማህበራዊ ትስስር የሚፈጠርበት መድረክ እንደሆነ ነው እኔ የማምነው። የሰርግ ስነ ስርዓቱ የሚጀምረው ገና ከሽምግልናው ነው። የወንዱ ቤተሰቦች ሽማግሌ ልከው የልጅቷን ቤተሰቦች ፈቃድ ይጠይቃሉ። የሂደት መከባበርና የቤተሰብን ሁኔታ ማግኘት የሚያሳይ ትልቅ እሴት ነው። እንደዚያ ነው የማምነው። ከዚያም ቀጠሮ ተይዞ ቃል ኪዳን ወይም ጥሎሽ የሚባሉ ስነ ስርዓቶች ይከናወናሉ። በልጅቷ እና በልጁ ቤተሰብ መካከል ማለት ነው። እዚህ ሊወስዳት ነው እዚህ ቤተሰብን ሁኔታ ካገኘ ወይም እሺ ካሉት እዚህ ለሰርጉ ሂደት ቀጠሮ እስከሚያዝ ድረስ የቃል ኪዳን ወይም ጥሎሽ የሚባሉ ስነ ስርዓቶችን በማከናወን የመጀመሪያው የሰርጉ ሂደት ይጀምራል። እንግዲህ ወደ ዋናው የሰርግ ቀን ስንመጣ ደግሞ ድምቀቱ በጣም ይለያል። ጠዋት ሙሽራው ከሚዜዎቹ ጋር ሆኖ በሚያምሩ የባህል ልብሶች ተዉቦ በዘፈን እና በጨፈራ ወደ ሙሽሪት ቤት ይሄዳል። ሙሽሪት ቤት ሲደርሱ ግን በሩ በቀላሉ አይከፈትም። በሩን ክፈቱ የሚባለው የባህል ጨዋታ እና የሙሽራ ወገኖች ሙሽሪትን ለማስወጣት የሚያደርጉት ጉደታ በጣም አስቀንኚና ደስ የሚል ድምቀት አለው። አናስገባም ሰርግኛ እደጅ ተኛ የሚል ዘፈን አለ። የዚህ በቀላሉ ልጅቷን ሄዶ ከቤት ወስዶ ወጥቶ አያወጣትም። ወይም አይወስዳትም። ስለዚህ በሩን ከፍተው ሙሽሮቹ ሚዜዎቹ ታግለው እንደዚያ ሆነው ነው ልጅቷን ይዘው የሚወጡት እና። ይሄ በጣም ደስ የሚል ድምቀት የሚፈጥር በጣም በተለያዩ የሀገሪቱ ክፍሎች የተለመደና ቆንጆ የሆነ የባህል ስርዓት ነው የሰርግ ስርዓት ነው። ከዚያም ሙሽሪት ወጥታ ወላጆቿን ተንበርክካ ተሰናበታቸው አለች እግራቸውን ስማ ሳማ ወላጆችን መርቁኝ ሲባሉ የሚመርቁት ምርቃትና የሚሰጡት ምክር በጣም በቃ በዚያ ሰዓት በደስታና በናፍቆት ስሜት የማይነካ ሰው የለም ማለት ይቻላል። ልጅቷ ተንበርክካ በወላጆቿ ጉልበት ስር ከዚያ ምርቃት ስትጠይቅ ወላጆቿም ሲመርቋት ወደፊት የሠርጋ ሕይወቷ የሰመረ እንዲሆን በጣም ደስ የሚል ነገር አለው። ከዚያም ወደ ሰርግ አዳራሽ ወይም ወደ ዳንስ ይሄዳሉ። እዚያ ደግሞ የተለያዩ የኢትዮጵያ የምግብ አይነቶች በተለይ ደግሞ ደረቅ ጥብስና የሰርግ ወጥ የሚመሳሰሉት ብዙ አይነት ምግቦች የእንጀራው፣ ቁርጥ ጥሬ ስጋው፣ ጠጁ፣ ጠላው የሚመሳሰሉ ነገሮች በጣም በብዛት ይቀርባሉ። እና ያ ሽታ ሰርግ መሆኑን በደንብ ከሩቅ ይመሰክራል ማለት ነው። በጣም ቆንጆ ሰርግ እንደሆነ እንዲታወቅ ያደርጋል። ሌላው የሚገርመው ነገር ጨፈራው ነው። ባህላዊ እስክስታ በቃ ጫጫታ ሆታ ጭብጨባው አዳራሹን ይሞላል። የሚዜዎቹ ወጥ የሆነ ልብስና የሙሽሮቹ የባህል ጥበብ ልብስ የኢትዮጵያን ውበት ለአለም የሚያሳይ ነው። ሰርጉ በዚህ ብቻ አያበቃም። በማግስቱ መልስ የሚባል ሌላ ደስ የሚል ስነ ስርዓት አለ። ሙሽራው ወደ ሙሽራ ቤተሰቦች ተመልሰው የሚስተናገዱበት እና የበለጠ የሚቀራረቡበት ጊዜ ነው። ይሄ የመልሱ ስነ ስርዓት ማለት ነው። ትዝ ይለኛል ድሮ ሰርግ ሰፈር ዉስጥ በአዲስ ሲተግ ሲደገስ በነበረበት ጊዜ አዳራሽ የሚባል ነገር አልነበረም በዳስ ነበር የሚደገሰው ድንኳን ተተክሎ ማለት ነው። ጎረቤት ሁሉ ተሰባስቦ እንጨት ሲሰነጥቅ ሽንኩርት ሲከተፍ እና ዳስ ሲጣል የሚታየው መተጋገዝ እውነተኛውን የኢትዮጵያዊነት ትርጉም ይገልጻል ብቻውን እንደሆነ እንዲሰማው አይደረግም። አሁን አሁን ወደ አዳራሽ ቢዞርም ያ የቤተሰብ እና የዘመድ አዝማድ መገኘት ግን አሁንም እንደቀጠለ ነው፤ ቦታውና ስርዓቱን

ገንፎ ገንፎ ትበላለህ? በጣም ጥሩ ጥያቄ ነው ኢትዮጵያዊ ሆኖ ይሄ ጥያቄ አንድ ሰው ቢጠየቅ ምን ሊመልስ እንደሚችል በደንብ የሚታወቅ ነገር ነው እና በጣም ጣፋጭና በጣም ተወዳጅ የሆነ የምግብ አይነትም ስለሆነ ይሄ ጥያቄ ብዙም አሻሚ አይደለም። ገንፎ ትበላለህ ተብዬ ብጠየቅ መልስህ እንዴታ ገንፎማ የጠዋት ምርጫዬ ነው የሚል ይሆናል። ምክንያቱም ለኔ ገንፎ ዝም ብሎ ምግብ አይደለም የጥንካሬ የባህል እና የፍቅር መገለጫም ጭምር ነው። በተለይ ደግሞ ቅዳሜና እሁድ ጠዋት ቤተሰብ ተሰብስቦ ገንፎ ሲበላ የሚፈጠረው ድባብ በጣም ልዩ ነው። እንደ ባህልም ጭምር ነው የፍቅርም መገለጫ ጭምር ነው እንደ አንድ ልዩ የሚያስተሳስር አጋጣሚ የሚፈጥር የምግብ አይነት እና የዝግጅት አይነት ነው። እንግዲህ ገንፎ የሚወደድበት ዋናው ምክንያት አዘገጃጀቱ ነው። ያ በደንብ የታሸው የገንፎ ዱቄት መሃሉ ተጎልግሎ የሚፈስበት ያ የ ንጥር ቅቤና የሚንቦገበገው በርበሬ በቃ ገና ስታየው ነው የምግብ ፍላጎትህን የሚቀሰቅሰው። እኔ በግሌ ገንፎ በደንብ መታሸት አለበት ብዬ አምናለሁ። በደንብ የታሸ ገንፎ ልስላሴውና ጣዕሙ በጣም ልዩ ነው። ዙሪያውን ደግሞ እርጎ ተደርጎበት ሲቀርብ ያ የቅቤው ምቀት እና የእርጎ ቅዝቃዜ የሚፈጥሩት ውህደት በጣም ለየት ያለ ጣዕም ይሰጠዋል። ስለዚህ በደንብ መታሸቱ ይበልጥ ዱቄቱን ይበልጥ እንዲዋሀድ ማድረጉ በጣም ልዩ የሆነ ጣዕም ይፈጥራል። ልዩ የሆነ ቃና ይፈጥራል ነው በዚህ ስለማምን እንደዛ መደረጉ ቆንጆ ነው ብዬ ነው የማስበው። በእኛ ባህል ገንፎ የሚበላባቸው ልዩ አጋጣሚዎች አሉ። ለምሳሌ ሴት ልጅ ስትወልድ ገንፎ የግዴታ ነው። ገንፎ ለወላድ ጥንካሬ ይሰጣል ተብሎ ይታመናል ለአራስ እናት ለወላድ ሴት ጥንካሬ ከሚሰጡት ምግቦች አንዱ ነው ተብሎ ይታመናል። ጎረቤትና ዘመድ አዝማድ ተሰብስቦ ገንፎ ሲያማስልና በደስታ ሲበሉ ማየት የኢትዮጵያዊነት አንዱ ውበት ነው። አንድ ሴት ልትወልድ ስትቃረብ በዙሪያው ሆነው እንዲህ ያደርጋሉ ጎረቤቶች ተሰብስቦ በተለይ ስትወልድ ገንፎ ለማዘጋጀት የሚያደርጉት ጥረት የሚያደርጉት ርብርብ ውጪ ላይ እሳት አቀጣጥለው በድስት ያንን ነገር ሲያደርጉ ሲያማስሉ ስታይ በጣም ልዩ የሆነ ውብት የሚፈጥር ነገር ነው። እና ጎረቤት እርስ በእርስ ለመተጋገዝ ያለውን ጥንካሬ የሚያሳይ ነገር ነው። በጣም ልዩ የሆነ አጋጣሚ ነው። እኔም እንደዚህ አይነት አጋጣሚዎች ሲኖሩ እዛ ቦታ መገኘት እና ያንን የጋራ ማዕድ መካፈል በጣም ደስ ይለኛል ደስታቸውን መካፈል በራሱ ብሉልኝ ጠጡልኝ ሲሉ በጣም ደስ ይለኛል። ትዝ ይለኛል መጀመሪያ ገንፎ ለማማሰል የሞከርኩበት ቀን በጣም ትልቅ ጉልበትና ጥበብ ይጠይቅ ነበረ። ለካ ዝም ብሎ አይደለም የሚማሰለው ከሩቅ ሲታይ እንደዛ ሊመስል ይችላል በጣም ቀላል ነገር የማያለፋ ነገር ሊመስል ይችላል። ግን በጣም ጉልበት እና ትልቅ ጥበብ የሚጠይቅ ነገር ነበረ። እኔ ግን ገና ያው እንደጀመርኩት እጄን ደከመኝ ያኔ ነው የእናቶቻችን ጉልበት ምንኛ ብርቱ ነው ብዬ ያደነቅኩት። እንግዲህ ሞክሬው ስለማላውቅ ይሆን አላውቅም። እኔ ገና ከመጀመሪያ ደክምክም አለኝ በቃ ክንዴን እጄን ደከመኝ። እናቶቻችን ግን ያንን ሲያማስሉት ደከመን ሲሉ አልሰማም እና በጣም በቃ እንዳደንቃቸው ያደረገኝ አጋጣሚ ነው። ገንፎ እንዳይጓጉል ጥንቃቄ ማድረግ እሳቱን መመጠን በቃ ማብሰሉ ራሱ ትልቅ ስፖርት ነው። ስለዚህ ጥበብ የሚጠይቅ ነገር ነው። ማሰብን የሚጠይቅ ነገር ነው። ዝም ብሎ ነካ ነካ ተደርጎ ብቻ የሚሞላ ወይም የሚቀርፍ ነገር አይደለም። አሁን አሁን ግን ብዙ ሰው ያው ዘመናዊ ምግቦችን ቢመርጥም ለኔ ግን እንደ ገንፎ ጠዋትን በጉልበት የሚያስጨምር ምግብ አለ ብዬ አላስብም። በተለይ ደግሞ በገብስ ዱቄት የሚሰራው ገንፍ ለጤናም በጣም ተመራጭ ነው። ቅቡው ደግሞ አጥንትን ያጠነክራል እንደዛ ይባላል። ስለዚህ በባህሪዬ በሳምንት ቢያንስ አንድ ቀን ገንፎ ተሰርቶ ካልተበላ እኔንጃ ቀኑ የጎደለ ነገር ያለው ይመስለኛል። ስለዚህ ሁሌም በሳምንት አንዴ ያንን ነገር ማድረግ ምርጫዬ ነው እንደኔ ማለት ነው። ገንፉ የሀገራችን የኩራት መግለጫ መገለጫ ነው ብዬ ነው የማስበው። ያንን የሚንቦገበግ ቅቤና በርበሬ ከቤተሰብ ጋር መቁረስ የሚሰጠው እርካታ በጣም ወደር የሌለው እርካታ ነው እርግጥ ነው። ገንፎ እበላለሁ። ግን

በአካባቢዬ ድልድይ አለ አዎ ብዙን ጊዜ ውሃ ያለበት ቦታ ከሆነ የሚኖረው አንድ ሰው ወይም ደግሞ የሆነ ቦኢ ነገር ያለበት ከሆነ የሚኖረው አንድ ሰው ግድ ይላል ድልድይ ማለት ነው። ያው የድሮ ድልድዮች አሉ። የገጠር አካባቢ የሚኖሩት ሰዎች የሚጠቀሙት አይነት ድልድይ አለ። በጣም ትልልቅ የከተማ ውስጥ ድልድዮች አሉ ብዙ አይነት ድልድዮች አሉ። እኔ የምኖርበትን አካባቢን በተመለከተ ባጫውት ደስ ይለኛል። ይሄ በአካባቢያችን ያለው ድልድይና የኔን ትዝታዎች ላጋራችሁ። በአካባቢህ ድልድይ አለ በአካባቢህ ድልድይ አለ? አንድ ሰው እንደዛ ብሎ ቢጠይቀኝ አዎ ብዬ ነው የሚመልሰው። እንደውም በአካባቢያችን ያለ አንድ በጣም ትልቅ ድልድይ አለ ለኔ የሰፈራችን መለያ ምልክት እንድንሆን ነው የማስበው። ይሄ ድልድይ ዝም ብሎ ወንዝ የሚያሻግር የሆነ የኮንክሪት ብቻ አይደለም የሆነ የኮንክሪት ክምችት አይደለም። ለኔ በጣም የልጅነት ትዝታዬ እና የሰፈራችን እድገት ምስክር ጭምር ነው። ለምንድነው ይሄ ድልድይ ለኔ ልዩ የሆነው? መጀመሪያ ነገር ድልድዩ ከመገንባቱ በፊት የነበረውን ሁኔታ አውቀዋለሁ ያኔ ወንዙን ለመሻገር በተለይ በክረምት ወቅት ምን ያህል እንቸገር እንደነበር በጣም ትዝ ይለኛል። ዝናብ በጣለ ቁጥር ወንዙ ሞልቶ ሰፈሩ እንደ ሁለት ከፍለዋል። አስበው በዛ ለክረምት ወቅት ማለት ነው። አሁን ግን ይህ ድልድይ ተገንብቶ ሁሉንም ነገር ቀላል አደረገልን። መኪናዎች በላዩ ላይ ስከንፉ ሰዎች በሰላም ስሻገሩ እነዚህን ነገሮች ማየት በጣም ትልቅ እርከታ የምሰጠኝ ነገር ነው። ለኔ ምክንያቱም ያኔን የድሮ የጭቃ ወቅቱን እና የዝናብ ወቅቱን የክረምት ወቅቱን በደንብ እንዳስብ ያደርገኛል ትዝታው ማለት ነው። እና ከዚህ አንፃር አሁን ላይ በጣም ልዩ ስሜት የሚሰጥ ነገር ነው። እንግዲህ ድልድዩ ላይ ቆሞ ወንዙን መመልከት ደግሞ በጣም ሌላው ደስ የምል ነገር ነው። በጣም እኔ ከምወደው ነገር አንዱ ነው። ውሃዎች እርስ በእርስ ሲጋጩ በተለይ አመሻሽ ላይ ፀሀይ ስትጠልቅ ድልድዩ ላይ ቆመህ የሚነፍሰውን የቅዝቃዜ አየር እየሳብክ የሚፈሰውን ውሃ ማየት በጣም አይምሮን ያሳርፋል። ብዙ ጊዜ ሰዎች እዛ ድልድይ ላይ ቆሞ ሲያወሩ ፎቶ ስነሱ ወይም ደግሞ ዝም ብሎ ሲያሰላስሉ ይታያሉ። ማንም ሰው ስያልፍ የሚመለከተው ጉዳይ ነው ይሄ ድልድዩን ሰዎች ለምን ያህል ነገር እየተጠቀሙት እንደሆነ በጣም የሚያሳይ ነገር ነው። ከዚህም ባሻገር ያው ድልድዩ ለሰፈራችን ለሰፈራችን ሰዎች ልክ እንደ መገናኛ አደባባይ እንደሆነ ሆኖ ያገለግላቸዋል። ትዝ ይለኛል ድልድዩ ገና ስመረቅ የነበረው ያ ስሜት ሰፈሩ በሙሉ ወጥቶ ነበር። እንደ አንድ ትልቅ እንትን ነበር ያከበረው ያንን ለኔ እድል ልይ ማለት የግንኙነት ምልክትም ጭምር ነው ሰዎችን ያገናኛል። ርቀትን ያሳጥራል እናም ህይወትን ያቀላል ብዬ ነው የማምነው። አንዳንድ ጊዜ ጥንታዊ የሆኑ የድንጋይ ድልድዮችን ስመለከት በጥበባቸው በጣም እገረማለሁ። ያኔ በቃ የአለም ዘመናዊ መሳሪያ እንኳን አልነበረም። ያኔ ግን ሰዎች በጣም ተደንቀው በጣም ተጠበው እንደሰሩበት የሚያስታውቅ መንገድ እነዛ ነገሮች ይደረጉ ነበር። ሰዎች ሲቀጣጠሩም እንኳን ድልድዩ ጋር እንገናኝ ዲልድዩን ተሻግረህ ዲልድዩ ጋር ሳትደርስ የሚሉትን አባባሎች በደንብ ስለሚጠቀሙ ነገሮች ይበልጥ ግልጽና ቀለል ያሉ የሆኑ ነበረ እና እሱ እሱ ነገር በጣም ያስደንቀኝ ነበር። አሁን አሁን ግን ድልድዩ ትንሽ እንክብካቤ የሚያስፈልገው ይመስለኛል። አንዳንድ ቦታዎች ላይ መሰንጠቅ ወይም ቀለም መጥፋት ይታይበታል። እነዚህ እነዚህ ነገሮች ቦድ ቦድ ብለዋል። እነዚህ ነገሮች እንክብካቤ የሚያስፈልጋቸው ይመስለኛል እኔ እንደኔ ያው አካባቢያችንን መውደድ ማለት ያው መሰረተ ልማቶችንም መንከባከብ ማለት አይደል? ስለዚህ ድልድዩ ሁል ጊዜ በጥሩ ሁኔታ ላይ እንድሆን እመኛለሁ። እኔ እንደኔ ማለት ነው። ምክንያቱም ይህ ድልድይ ለኔ ምን ሆነ ለሰፈራችን የጀርባ አጥንት እንደሆነ ይሰማኛል። እና ሁሉም ሰው ተረባርቦ እነዚህን ጉድለቶች ማስተካከል ብችል ውበቱን መጠገን ብችል ነገሮችን ማስዋብ ብችል በጣም ቆንጆና ጥሩ ነገር ይሆናል። ማለት ነው ትዝታችንን ይሄን መቀጠል እንድንችል ትዝታችንን ለማስቀረት ይጠቅመናል። በአጠቃላይ ድልድይ ለኔ የለውጥና የጉዞ ምልክት ነው። በአከባቢያችን ያለው ድልድይ ባይኖር ኖሮ ህይወታችን ምን ያህል ከባድ እንደሚሆን ሳስበው ለተገነባው ለተገነባው አካል ሁሉ ምስጋና ይገባችዋል እላለሁ። ድልድዩን ለሰሩትም ጭምር

የዋይፋይ ጉዳይ ሲነሳ በአሁን ጊዜ በጣም አንገብጋቢ ወሳኝ ነገር ነው። ሁሉም ሰው ያለው ይመስለኛል። ያለእሱ መንቀሳቀስ አስቸጋሪ እንደሆነ እንዲሰማን በሚያደርግ መልኩ የዋይፋይ ስርጭት በጣም በሁሉም የሀገር ክፍል በሁሉም ቤቶች ሊገኝ የሚገባ ነገር እና እየተገኘም ያለ ነገር እንደሆነ ነው የሚሰማኝ አንድ ሰው የኔን የዋይፋይ አጠቃቀም ቢጠይቀኝ ያው የዘመናችን የህይወት መስመርም ስለሆነ በትክክ፤ አዎ በደንብ እጠቀማለሁ ብዬ ነው ምመልሰው። ያለ ዋይፋይማ የዘመኑን ህይወት ማሰብ በጣም የሚከብድ ነገር ነው። አሁን ላይ ዋይፋይ ልክ እንደ ኤሌክትሪክ እና እንደ ውሃ ለቤት አስፈላጊ ነገር ሆኗል። አስበው ስራዬን ለመስራት መረጃዎችን ለማግኘት እና ከሰዎች ጋር ለመገናኘት ዋይፋይ ዋነኛው መስመር መሳሪያዬ ነው ለኔ ማለት ነው። ከቤት ሆኜ የማደርጋቸውን ነገሮች ሁሉ ማንኛውንም እንቅስቃሴ ለማድረግ ከቤተሰብም ጋር ሆነ ከስራ ባልደረቦቼ ጋር ከጓደኞቼ ጋር ከመሳሰሉት ሰዎች ጋር ለመገናኘት ዋይፋይ እጅግ ግዴታ እየሆነ የመጣ ነገር እንደሆነ ነው ሚሰማኝ እኔ አሁን ላይ እንግዲህ ያው ዋይፋይ ሲኖረኝ የሚሰማኝ በጣም የነጻነት ስሜቱ ልዩ ነው። ቤት ውስጥ በየትኛውም ቦታ ሆነ ሶፋ ላይ ጋደም ብለህ ወይም ወጥ ቤት ውስጥ እየሰራህ ኢንተርኔት መጠቀም መቻል ትልቅ ምቾት ነው። በተለይ ደግሞ ያው ከፍተኛ ፍጥነት ያለው ዋይፋይ ሲኖር ቪዲዮዎች ያለምንም መቆራረጥ ሲከፈቱና ትልልቅ ፋይሎች በሰከንድ ውስጥ ሲላኩ ማየት በጣም ደስ ይላል። በቃ አለም በሙሉ በእጅህ መዳፍ ውስጥ ያለች ነው ሚመስለው እነዚህ እነዚህ ከእሱ ጋር ተያይዞ የሚታዩ ቅልጥፍናዎች በጣም ምቹና ቆንጆ ናቸው። ፍጥነቱ የሆነ የስራ ሰርተህ አስብ የሆነ ፋይል ለመላክ ወዲያው ሲልክ ሳይቆራረጥ፤ ሳያስቸግርህ ሲቀር ፍሰቱ ቆንጆ ሲሆን ፍጥነቱ በጣም አሪፍ ሲሆን የሚፈጥረውን ስሜት ማሰብ በጣም ቀላል ነው። ነገር ግን ዋይፋይ ሲያስቸግር ደግሞ የሚፈጥረው ብስጭትም ቀላል አይደለም። ለምሳሌ በጣም አስፈላጊ የሆነ ስብሰባ እያደረክ ወይም የሆነ በጉጉት የሆነ ምጠብቀው ነገር እያየህ በጉጉት ማለት ነው ዋይፋው በድንገት ዲስኮኔትክ ሲሆን በቃ ትግስትህ ይፈተናል በጣም ራውተሩን ደጋግመህ ማጥፋትና ማብራት ወይም ደግሞ ምልክቱን እንዲመጣ ስልክህን ይዘህ ወዲያ ወዲህ ማለት የሁላችንም የቤት ውስጥ ስፖርት ሆኗል ማለት ይቻላል። እንደዛ አይነት አጋጣሚዎች ሲፈጠሩ የሚፈጠረው ትርምስ በጣም ግራ የሚያጋባ ነው። እና ብስጭት ውስጥ የሚከት ትግስትን የሚፈታተን ነገር ነው። ትዝ ይለኛል ዋይፋይ ገና በብዛት ባልነበረበት ወቅት ኢንተርኔት ለመጠቀም ኢንተርኔት ካፌ መሄድ ግዴታ ነበረ። አንድ ነገር ለመላክ መዝናኛዎችም ማውረድም ሆነ ማንኛውንም ነገር ለማውረድ ለማድረግ ወዴት ነበር የምንሄደው ወደ ኢንተርኔት ካፌ ነበረ የምንሄደው ይሄ ግዴታ ነበረ። አሁን ግን በየቤታችን በየካፌውና በየስራ ቦታ ዋይፋይ መኖሩ ነገሮችን በጣም አቅልሏቸዋል። የቴክኖሎጂ ትምህርትን፣ ስራን እንዲሁም መዝናኛን ወደ ቤታችን አምጥቶልናል። እዛ ድረስ መሄድ አይጠበቅብን፤ መልፋት አይጠበቅብንም። እኔ በግሌ አዳዲስ ነገሮችን ለመማር ዩቲዩብ ስጠቀም ወይም ደግሞ መጽሐፍትን ዳውንሎድ ሳደርግ ዋይፋይ ባለውለታዬ ነው። እዚህ እነዚህን ነገሮች ተጠቅሜ ነው ቤቴ ሆኜ ነገሮችን በቀላሉ ማድረግ የምችለው የሚገርመው ነገር ደግሞ አንዳንድ ጊዜ ወይፋይ የሌለበት ቦታ ስሄድ የሚሰማኝ ስሜት ነው። መጀመሪያ ላይ የሆነ ነገር የጎደለኝ ይመስለኛል። ግን ቆየት ስል ደግሞ ከስልኬ ወጥቼ አካባቢዬን እንድመለከት ስለሚያደርገኝ የራሴ የሆነ ሰላም አለው። ሆኖም ግን ለስራና ለእለት ተእለት እንቅስቃሴ ወይፋይ የግድ አስፈላጊ ነው ብዬ ነው። እኔ የማምነው ስለዚህ የግድ ቦታ አለው ወሳኝነት አለው አንዳንዴ ከእሱ ወጣ ብለህ አለምን ማየትም በጣም ቆንጆና ጥሩ ነገር ነው። ሆኖም ግን በሱ ውስጥ ሆኖም ደግሞ ከዘመኑ ጋር በሚሄድ መልኩ ስራህን ማቀላጠፍ መስራት በጣም ልዩ ስሜት ይፈጥራል። ያው ዋይፋይ የዘመናዊ አለም ድልድይ ነው። እኔ የዚህ ቴክኖሎጂ ተጠቃሚ በመሆኔ ህይወቴ በጣም ቀላል ሆኗል። ወደፊት ደግሞ ይበልጥ ፈጣንና

የትንኝ መረብ የሰዎች በበሽታ እንዳይያዙ በወባ ትንኝ እንዳይጠቁ የሚረዳቸው አንድ ነገር ነው። ቆንጆና ከእነሱ ከሚያስተላልፉት በሽታ ሰዎችን የሚጠብቅ ነገር ነው የትንኝ መረብ እና በተለይ ደግሞ ይበልጥ። ትንኝ ወዳለበት አካባቢ ከሆነ አንድ ሰው ያለው ይሄ ለጥያቄ የሚቀርብ ጉዳይ አይደለም። አንድ ደግሞ ሰላማዊ እንቅልፍም የሚሰጥ ነገር ነው እና ከትንኝ መገላገል። ከዚህ ጋር በተያያዘ ጥያቄው በጣም ወሳኝ እና ተገቢ ነው። ስለዚህ ትንኝ ያለበት አካባቢ የሚኖሩ ሰዎች ሆነ ባይሆንም እንኳን የሰዎችን ህይወት ሊነካ የሚችል ነገር ነው። አንድ ሰው እኔን የትንኝ መረብ ትጠቀማለህ ወይ ብሎ ቢጠይቀኝ። እኔ የትኝኝ መረብ ተጠቃሚ ነኝ አዎ ብዬ ነው የምመልስለት። በተለይ በሞቃታማ ወቅቶች ያለትንኝ መረብ ማደር ለኔ በጣም ፈጽሞ የማላስበው ነገር ነው። እንቅልፍ ለሰው ልጅ እረፍት በጣም አስፈላጊ ነገር ነው። አስቡ ያንን እረፍት ደግሞ አንዲት ትንኝ መጥታ ስትረብሸው የሚሰማው ብስጭት ቀላል አይደለም። ብቻ አንዲት ሚጢጥዬ ትንኝ መጥታ ፊትህ ላይ ስታርፍ ወይ ደግሞ ጆሮህ ላይ ስትጮህ። በጣም የሚያናድድ ነገር አለው እንግዲህ አስብ ልፋትን ሁሉ ገደል የሚከት እረፍት እንዳታደርግ የሚያደርግ ነገር ስለሆነ በጣም የሚያናድድ ነገር ነው። እኔ የትንኝ መረብ የምጠቀመው ለሁለት ዋና ዋና ምክንያቶች ነው። አንደኛው እና ዋናው ራስህን ከበሽታ ለመከላከል ነው በተለይ ወባ እንደዚህ አይነት በሽታዎች ባለባቸው አካባቢዎች መረብ መጠቀም ዝም ብሎ የምርጫ ጉዳይ ሳይሆን የጤና ዋስትናም ጭምር ነው። ይታሰብ እንግዲህ እዚህ ከጤንነት አንፃር በዋናነት የትንኝ መከላከያ መረብ እጠቀማለሁ። ሁለተኛ ደግሞ ለእንቅልፍ ሰላም ነው በቃ ለእንቅልፌ ሰላም ግድ ያስፈልገኛል። ያ የትንኝ ጥዝ የሚል ድምጽ ጆሮህ ላይ ስጮህ በቃ እንቅልፍህን ይበተናል። መረብ ውስጥ ስትሆን ግን ልክ በገዛ ቤቴ ውስጥ ሌላ ትንሽ ካቢኔ እንዳለህ ነው የሚሰማህ። እዛች ውስጥ ከትንኝ ንከሻና ድምጽ ነፃ ሆነህ በሰላም ትተኛለህ ቢጮህም ወደ ጆሮ ስለማይመጡ አትሰማቸውም። ያን ያህል ዋስትና ሰላም ያለው ነገር ይሆናል ማለት ነው። የትንኝ መረብ መጠቀም መጀመሪያ አካባቢ ትንሽ ሊያታክት ይችላል ደስ የማይል ስሜት ሊፈጥር ይችላል እንደታፈንክ አይነት ነጻነት እንደተገደበ አይነት ሆኖ ሊሰማህ ይችላል። መረቡን በትክክል መስቀል ጠርዞቹን ከፍራሾቹ በታች መሸጎጥ ትንሽ ስራ አለው ይሄ ነገር ሂደት አለው የሚያለፋም ነገር አለው። ግን አንዴ ከገባህበት በኋላ በቃ የምሰማህ የደህንነት ስሜት ለዛ ድካም የሚመጥን ነው። እንኳንም ዋጋ ከፈልኩ ትላለህ ከዛ ሁሉ የትንኝ ጩኸትና ንክሻ እንደ ዳንክ ስለምሰማ እንኳንም ዋጋ ከፈልኩት ትላለህ። እኔ በግሌ ነጭና ቀጭን የሆኑ የንጹህ አየር በደንብ የሚያስገቡ መረቦችን እኔ የሚመርጠው ንጹህ አየር የሚከላከል ከሆነ እንደዛ የኬሚካል ሽታ ምናምን ካለው በጣም ያስጠላል። በረድ አየር እየገባ ትንኝ ግን ሳይነካህ ማደር በቃ በጣም ጥልቅ የሆነ እፎይታን ስለሚፈጥር አየር የሚያስገባ ትልልቅ ያልሆነ ቀዳዳዎች አሉት። ቢሆን በጣም ቆንጆ ነው ነጻነት የምሰጥ ሲሆን በጣም ደስ ይላል ትንንሽ ቀዳዳዎች ሆኖ ስትታፈን በጣም የሚጨንቅ ነገር አለው። እንቅልፍህን የመረበሽ ምቾት የመንሳት የመሳሰሉ ነገሮች ስላሉት እሱ እሱ በጣም የሚረብሽ ነገር አለው እና እሱን የሚመቸኝ ወይ የሚመርጠው አይነት ነገር አይደለም። ከዚህ አንፃር ነው የምመርጠው እኔና አየርና ቀዳዳዎቹ የግድ መመሳሰል መቻል አለባቸው። ምን ትዝለኛል በአንድ ወቅት ለጉዞ ወደ ድሬዳዋ ሄጄ ነበርና። ያኔ በረንዳ ላይ ነበር የተኛሁት ግን መረብ አልነበረኝም። በዛ ቀን ያሳለፍኩትን ስቃይ መገመት በጣም ቀላል ነው። ለሌቱን ሙሉ ትንኝ በትንኝ ስወረር አደኩኝ። አደርኩኝ ከዛ ጠዋት ስነሳ ሰውነቴ በሙሉ አባብጦ ነበረ። ያኔ ነው እንግዲህ የትንኝ መረብ ለካ ለሰው ልጅ እንዴት ያለ ትልቅ ግኝት ነው ብዬ ልረዳ የቻልኩት። ከዛ በኋላ በሄድኩበት ቦታ ሁሉ ትንሽ መረብ በቦርሳዬ መያዝን ልማድ አድርጌያለሁ እና እንደዛ አድርጌ ነው የምተኛው። አንዳንድ ሰዎች መረብ ውስጥ መተኛት ያፍነኛል ይላሉ። ያው ለኔ ግን ከመረብ ውጪ አለም የሚለይ የሚለይበት ለራሴ ብቻ ሰላም የማገኝበት

ወደ ስራ ወደ ስራ በሰአቱ ለመድረስ የሚደረግ ጥረት በጣም አጣብቂኝ ነው። ለምን በጣም እዛ በሰአት እንዳንደርስ የሚያደርጉ ብዙ ነገሮች ሊያጋጥሙን ስለሚችሉ ማለት ነው። እና አንድ ሰው ተነስቶ እንኳን ተዘጋጅቶ እዛ ቦታ ለመድረስ በሚያደርገው ጥረት ቀድመው በጊዜ እንኳን ብነሳ ችግሮች ሊገጥሙት ይችላሉ እና በጣም ከባድ ሊያደርጉበት ይችላሉ በስርዓት ለመድረስ ማለት ነው። እና የሰዓት አክባሪነት ፈተና እና የኔ የጧት ጉዞዬ ይሄን ይመስላል። ወደ ስራ በሰአቱ ለመናገር ለመድረስ እውነቱ ለመናገር በሰአቱ መድረስ ለኔ የክብር ጉዳይ ነው። ግን የቀኑ ትልልቅ ተጋድሎዎች ጭምር ነው መታገልም የሚያስፈልግ ነገር ነው። አንደኛ እንደ ኩራት አየዋለሁ የክብር ጉዳይ ነው። በሰአት መገኘት ለላለም ደግሞ በጣም አታጋይም በጣም የሚያሰለችም ነገር ነው። በሰአቱ መገኘት ለስራ ያለንን ግመት እና ለሰዎች ያለንን ክብረ ትገልጻለህ ብዬ ነው የማምነው። እኔ አንድ ሰው በሰአቱ የምሰራበት ቦታ የምደርስ ከሆነ ለስራው ያለውን ክብር አድናቆት የሚገልጽ ነው። ለሰዎችም ጭምር ማለት ነው እንደዛ ነው የማምነው። እኔ በሰአቱ ላይ መድረስ የሚጠቀመው ዋናው ዘዴ ያው በጧት ቀድሞ መነሳት ነው። ጧት ፀሀይ ሳትወጣ ተነስቶ መዘጋጀት ቀኑን በሰላም እንዲጀምር ያደርገኛል። ምክንያቱም በሰአቱ ካልወጣህ በቤቴ በር ጀምሮ የምታገኘው ኪቢያና ትራፊክ ቀኑን ሙሉ በጭንቅል እንድታሳልፍ ያደርግሃል። ከገና ከቤት ስትወጣ ሰው ሁሉ መንቀሳቀስ ጀምሮ ከሆነ ያንን ሰላም ስትል ይሄኛው እንዲህ ስትል ስታወራህ ቆይ አንዴ ጠብቀኝ ስልህ በጣም ብዙ ነገር ያጋጥማል። ቀድሜ ስራ ቦታዬ ስደርስ ቁጭ ብዬ ቡናዬን እየጠጣሁ የእለት እቅዴን ሳወጣ ትልቅ መረጋጋት ስሜት በጣም ደስ የሚል የእርካታ ስሜት ይሰማኛል እኔ እንደ እኔ ማለት ነው። እንግዲህ ይሄ ሁሉ ጥረት ቢኖርም ያው አንዳንዴ ከቁጥጥር ውጪ የሆኑ ነገሮች ያጋጥማሉ። በተለይ በእኛ ከተማ የትራፍክ መጨናነቅ የማይገመት ነገር ነው። የማይ በቃ ለምንም ለድርድር የማይቀርብ ነገር ማለት ነው። አንድ ቦታ ላይ አደጋ ተፈጥሮ ወይም መንገድ ተዘግቶ ታክሲ ውስጥ ወይም መኪና ውስጥ ሆነ ሰዓቱ ሲሄድ ስታይ ልብ አብሮ ይመታል በቃ ቁጭቱ ቁርጥ ቁርጥ የሚለው ስሜት የጥድፊያው ስሜት በጣም ያታገል ነገር ነው። በዛ ሰዓት ለምን ገና በሌሊት አልወጣውም የሚል ጸጸት ይሰማሃል። ጭንቀት ይፈጥራል ማለት ነው። እንደዚህ አይነት ነገሮች ሲፈጠሩ ግን እንደዚህ አይነት አጋጣሚዎች ሲፈጠሩ ተረጋግቶ ለስራ ሀላፊ ማሳወቅና ሁኔታውን ማስረዳት ብልህነት ይመስለኛል። ደውሎ አስቀድሞ ማሳወቁ የገጠመንህ ነገር እንዲህ እንዲህ ሆኛለሁ እንዲህ እንደዚህ አይነት ነገር እየገጠመኝ ነው ብሎ ማሳወቅ በጣም እርካታ የሚሰጥ ነገር ያለ ይመስለኛል ብልህነት ይመስለኛል። እኔ እንደ እኔ በኋላ ከመጨቃጨቅ ትዝ ይለኛ ለአንድ ቀን በጣም አስፈላጊ ስብስብ አነበረብኝ ያኔ ከመቼውም ጊዜ ቀድሜ ነው ከቤቴ የወጣሁት። ግን በምገርም ሁኔታ መንገዱ ክፍት ስለነበር ከሰአቱ ሰላሳ ደቂቃ ቀድሜ በቦታው ደረስኩ። ያን ቀን የነበረኝ ንቃትና በራስ መተማመን ለየት ያለ ነበር። በሰአቱ መድረስ ስራህን በጥራት እንድትሰራ ብቻ ሳይሆን ሌሎች ሰዎች በአንተ ላይ እምነት እንድትሉ ያደርጋል። ይሄንን ልዩ ስሜት ይፈጥራል አንዳንዴ ሰዎች የኢትዮጵያ ሰዓት እያሉ ይቀልዳሉ እኔ ግን ያንን አስተሳሰብ መቀየር አለብኝ ብዬ አምናለሁ። ሰዓት ማክበር የዘመናዊነት ምልክትም ጨመር ስለሆነ ማለት ነው። ስለዚህ አሁንም ቢሆን በየቀኑ በሰአቱ ለመድረስ የሚችለውን ሁሉ አደርጋለሁ። ላለማርፈድ እና እዛ ቦታ ላይ ለመድረስ የቻልኩትን ሁሉ አደርጋለሁ። ስልኬ ላይ ከአንድ በላይ አላርም እሞላለሁ ልብሶችን ከማታ ማታዉኑ ጀምሬ አዘጋጃለሁ ቅርብ አስቀምጣለሁ ጠዋት ተነስቶ መሯሯጥ እንዳይኖርና በጊዜ ለመድረስ እንድችል። ሌሊት ላይ ነገ የምለብሳቸውን ልብሶች ይዣቸው የምወጣቸውን እቃዎች አዘጋጅተው ቁጭ አድርገው ማስቀመጡ በጣም እረፍት የሚሰጥ ሰላም የሚሰጥ ነገር እንደሆነ ይሰማኛል። በሰአቱ መገኘት ያው የህይወት ክፍል የህይወት አካል ክፍል እንዲሆን ስለምፈልግ ማለት ነው። አንዳዴ የቻልኩትን ሁሉ ጥረት በማድረግ እነዚህን ነገሮች አደርጋለሁ። ወደ ስራ በሰአቱ መድረስ ለስኬት ቁልፍ ነው ብዬ ነው የማምነው። እርግጥ ነው ያው ሰው ነንና አንዳንዴ ልንዘገይ እንችላለን። ግን ያው ዋናው ነገር በሰአቱ ለመገኘት የምናሳየው ፍላጎት እና የምናደርገው ዝግጅት ነው። እኔም ወደፊት ይበልጥ ሰዓት አክባሪ ለመሆን የቻልኩትን ሁሉ በማድረግ እቀጥላለሁ በዚህ አምናለሁ።

"የምትወደው የምትወደው ጣፋጭ ምግብ ምንድነው?" ተብዬ ብጠየቅ፣ በጣም ይሄ አሻሚ የሆነ የጥያቄ ነው እና በጣም ብዙ ስለሆነ ያሉት ማለት ነው። አንዱን መምረጥ በጣም አታጋይ የሆነ ነገር ነው። እንደዛም ቢሆን ግን የምወዳቸውን ካሉት በርካታ ጣፋጭ ምግቦች የተወሰኑትን ለማካፋል እሞክራለሁ። ምክንያቱም የጣፋጭ ምግብ ምርጫዬና የልጅነት ትዝታዬም ስላለ ስለተቀላቀሉ እነዚህ ነገሮች በጣም ለዛ ባለው መልኩ መመጥቀስ ደስ ይለኛል። ሰዎች ከልጅነት ጀምሮ እወዳቸው የነበሩ ነገሮችን ሲጠይቁ አሁንም የምወዳቸውን ነገሮች ሲጠይቁ ለነሱ ግልጽ የሆነ መልስ መስጠት በጣም ደስ የሚለኝ ነገር ነው። ምክንያቱም ብዙ ትዝታዎች ስላሉኝ ማለት ነው። ለዚህ ጥያቄ ለጥያቄው መልስ ለመስጠት ምርጫዬን ለመናገር ያው አንድ ሰከንድ እንኳን አላመነታም "የትኛው ነው ያንተ ጣፋጭ ምግብ?" ተብዬ ቢጠየቅ ማለት ነው። እኔ ባቅላቫ ወይም ደግሞ በቅቤና በማር የተለወሰ ሙሉ በጣም ነው የምወደው። ይሄ በጣም ጣፋጭ ደስ ከሚለኝ ነገር አንዱ ይሄ ነው። ጣፋጭ ምግብ ለኔ ከምግብነት ባለፈ ቀኑን በደስታ እንድጨ እንድጨርስ የሚያደርገኝ ልዩ ስጦታዬ ነው ብዬ ነው የማስበውና የማምነው። ጣፋጭ ምግብ ስል ዝም ብሎ ስኳር የበዛበት ነገር ማለቴ አይደለም እንደዛ አይደለም ያ በስሱ የተነጠፈውና በለውዝ የተሞላው ባቅላባ ማር ውስጥ ተነክሮ ሲቀርብ ያለው ጣዕም በቃ በጣም ልዩ የሆነ ነገር ነው። በአፍህ ውስጥ ሲቀልጥ የሚሰማኝ እርካታ ወደር የለውም። በተለይ ደግሞ ከምሳ በኋላ ከመር የተባለ በጣም ጠንካራ ቡና ጋር ጣፋጭ ነገር መውሰድ የዘውትር ፍላጎቴ ነው። የቡናው መራራነትና የጣፋጩ ምግብ ውህደት ፍጹም የሆነ ሚዛን ይፈጥራል። ሁለቱ ሲዋሃዱ በጣም ልዩ የሆነ ጣዕም ይፈጥራሉ። በልጅነታችን በዓል በመጣ ቁጥር እናቴ የምታዘጋጀው ጣፋጭ ዳቦ ወይም ኩክስ ያ ከመጋገሪያው የሚወጣው መዓዛ ሰፈሩን በሙሉ ያውደው ነበረ። እኛ ያው ልጆች አይደለን ደግሞ ዳቦ እስኪወጣ በጉጉት አጠገቧ ቁጭ ብለን እንጠብቃለን። ዛሬም ቢሆን ጣፋች ነገር ስበላ ያ የልጅነት ደስታና የናፍቆት ስሜት አብሮኝ ይመጣል ትዝ ይለኛል። ከዛ በዛች አእምሮ ያሳደረብኝ ያ ነገር በጣም ዛሬም ድረስ ትዝ የሚለኝ ነገር ነው። አንዳንዴ ደግሞ እንደ ቼኮሌት ኬክ ያሉ ነገሮችን እመርጣለሁ። በተለይ በጣም ደስ የምል ዜና ስሰማ ወይም ስኬት ሲገኝ በጣፋጭ ነገር ማክበር የተለመደ ነው፤ እንደዛ ነው የማደርገው እኔ። እርግጥ ነው ስለ ጤና ስንል ያው ጣፋጭ ነገሮችን ማብዛት እንደሌለብን እናውቃለን። እኔም አውቃለሁ ይሄንን። ግን አልፎ አልፎ ለራስህ ያው ሽልማት መስጠት አእምሮን ያድሳል አይደለ ከዛ አንፃር የሆነ ነገር ሳደርግ የሆነ ስኬት ሳገኝ በጣፋጭ ነገር በምወደው ነገር ያንን ጊዜ ማክበር በጣም ደስ ይለኛል፤ እና ለራስ አክብሮት መስጠትም ጭምር ስለሆነ እንደዛ ያ ደግሞ ትዝታም የሚቀሰቅስ ነገር ስለሆነ እንደዛ ማድረጉ እጅግ ቆንጆና ወሳኝ ነው ብዬ ነው የማምነው፤ እና እነዚህን ነገሮች ለማድረግ የተቻ የቻልኩትን ሁሉ የማደርግ አይነት ሰው ነኝ። የሚገርመው ነገር ጣፋጭ ምግብ በሰዎች መካከል ያለውን ግንኙነት የማጥበቅ ሀይል አለው ብዬ ነው የማስበው እኔ። ለምሳሌ ጓደኞቼ ጋር ስንገናኝ ኬክ እንብላ ብለን ነው ቁጭ የምንለውና የምንገናኝ የምናወራው እና እንደዛ ሲሆን ጨዋታችን ይበልጥ የሞቃል ማለት ነው "ኧረ ኬክ ልትጋብዘኝ ነው" ብሎ ይመጣል። ከዛ ሄደን ቁጭ እንላለን። ክዛ እነ እሱን እየበላን እንጨዋወታለን። ምክንያቱም ያው ጣፋጭ ነገር ሰዎችን ፈገግ የማድረግ ተፈጥሯዊ ሀይል እንዳለው ነው እኔ የማምነው ማለት ነው። አንድ ሰው ጣፋጭ ነገር ሲያገኝ በጣም ፈገግ ይላል ይደሰታል። የአንድን ሰው ጣፋ ደስታ ደግሞ ፈገግታውን ማየት ደግሞ ላንተም የሚሰጠው ልዩ ስሜት አለ። በጣም ደስ የሚል የሚያዝናና ነገር ይፈጥራል ባንተም ውስጥ ማለት ነው። ስለዚህ ጣፋጭ ነገሮች ማህበራዊ ግንኙነትህን ከሰዎች ጋር ያለህን ቁርኝት ይበልጥ የሚያጠናክርም ጭምር ነገር ስለሆነ እኔ እንደዛም ስለማምን ያን ነገር ለማድረግ የቻልኩትን ሁሉ ጥረት አደርጋለሁ። ያው የምወደው ጣፋጭ ምግብ እንደየሁኔታው ሊቀያየር ይችላል። ግን ያው ሁልጊዜም ለጣፋጭ ነገር ያለኝ ፍቅር አይቀንስም ሁሌም። አንድ ቆንጆ ባቅላባ ወይም የቸኮሌት ሙዝ ካገኘው በቃ ያ ቀን ለኔ የተባረከ ቀን ነው። ስለዚህ አዎ ጣፋጭ ምግብ በጣም እወዳለሁ። ለወደፊትም አዳዲስ ጣፋጭ ጣዕሞችን ለመቅመስ ሁልጊዜም ዝግጁ ነኝ። ራሴንም ለዛ አዛጋጃለሁ።

የአካል ብቃት እንቅስቃሴ ማድረግ ለጥያቄ የሚቀርብ ነገር ነው። ብዬ አላስብም። እኔ እንደኔ ማለት ነው። ሰዎች እንደዛ የሚያስቡት ለምን እንደሆነ? በጣም ነው የሚገርመኝ እኔ ለምክንያቱም ለድርድር የሚቀርብ ጉዳይ አይደለም። ምክንያቱም አንድ ሰው አካል ብቃት እንቅስቃሴ ካላደረገ በህይወቱ በሰውነቱ የሚያጋጥሙት የተለያዩ ነገሮች የተለያዩ ለውጦች አሉ። እና ያንን ሆን ብሎ መሰዋት ይመስለኛል። አንድ ሰው የአካል ብቃት እንቅስቃሴ የማያደርግ ከሆነ ማለት ነው። ግርም የሚል ነገር ነው የሚፈጥርብኝ። ሰዎች ለአካል ብቃት እንቅስቃሴ ያላቸው የአመለካከት እና እይታ ማለት ነው። እንግዲያው የአካል ብቃት እንቅስቃሴ እና የእኔ የጤና ጉዞ ምን ሊመስል እንደሚችል ላጋራ። አንድ ሰው አካል ብቃት እንቅስቃሴ ያደርጋል ወይ ተብሎ ቢጠየቅ? አይ የሚል መልስ መስጠቱ ተገቢ ነው ብዬ አላስብም። እኔ እኔ እንደኔ ስፖርት አሁን ላይ የአካል ለኔ የህይወቴ አንዱ አካል ይሆናል ማለት እችላለሁ። ድሮ ድሮ ስፖርት ዝም ብሎ ለሰውነት ቅርጽ ብቻ የሚደረግ ይመስለኝ ነበረ። ከዛ ሲታገሉ ሰዎች ጡንቻቸውን ለማሳየት ምናምን ነገር ሲታገሉ ሳይ ኦኬ በቃ ይሄ ጡንቻ ማጎልበቻ ብቻ ነው ብዬ ነበር አስብ የነበረው። አሁን ግን የአካል ብቃት እንቅስቃሴ ለአእምሮ ሠላምና ለጤና ያለውን ትልቅ ዋጋ ተረድቻለሁ በሚገባ ማለት ነው። እኔ በብዛት የምመርጠው እንቅስቃሴ ያው መሮጥ ነው። እንደውም ደግሞ ቀለል ያሉ የቤት ውስጥ ስፖርቶችን አዘዎትራለሁ። በተለይ ማለዳ ላይ ተነስቶ ንጹህ አየር እየሳቡ ለጥቂት ደቂቃዎች መሮጥ በቃ ቀኑን ሙሉ በንቃትና በደስታ እንድውል ያደርገኛል። ልዩ ስሜት ነው የሚፈጥረው። መጀመሪያ ላይ ከአልጋ ተነስቶ ለመጀመር ትንሽ ስንፍና ቢሰማኝም ያው አንዴ ላብ ካወጣህ በኋላ ግን የሚሰማኝ የቅልጥፍና ስሜት ወደር የለውም። ስለዚህ ከእሱ ጋር አላወዳድረውም። እዚህ ጠዋት የሚጫጫነኝን የእንቅልፍ ስሜትን አሸንፌ ታግዬ። የሆነ ውጤት ላይ ለመድረስ ትልቅ ጥርትልቅ ሙከራ አደርጋለሁ እና እሱ በጣም ቆንጆ ተገቢ እና ትክክል የሆነ ነገር እንደሆነ ስለሚሰማኝ እሱን አደርጋለሁ። እንግዲህ የስፖርት መስራት ትልቅ ትዕግስትን ይጠይቃል። አንዳንድ ቀናት ሰውነትህ ይዝላል ጡንቻዎችህ ይፈታተኑሃል። ግራ ይገባሃል በዛ ሰዓት ዛሬ ባልሠራውስ የሚል ሀሳብ ይመጣል። ወደ አእምሮአችን ያው ሰው አይደለም። ግን ያንን ስሜት አሸንፈህ ስፖርትን ስትጨርስ በራስህ ላይ ያለህ እምነት በጣም ይጨምራል። እኔ በሳምንት ቢያንስ ሶስት ወይም አራት ቀን ለመንቀሳቀስ ጥረት አደርጋለሁ። ጂም መሄድ ባልችልም እንኳን ማለት ነው በእግር ረጅም መንገድ በመጓዝ ወይም ደረጃዎችን በመውጣት ራሴን ንቁ አደርጋለሁ። ስለዚህ አንደኛውን የስፖርት ክ ክፍል ካጣው ወይም አማራጭ ካጣው በሌላኛው ለመተካት ያንን ነገር ለማስተካከል ጥረት አደርጋለሁ። ምንድንነው? ከስፖርት ጋር ተያይዞ ትዝ ይየሚለን ስፖርት ሳልሰራ ለረጅም ጊዜ ስቀመጥ የነበረኝ ስሜት። ቶሎ እደክም ነበር ያኔ እንቅልፍ በአግባቡ አይወስደኝም ነበር። እንደውም በትንሽ ነገር የመናደድ ስሜት ይታይብኝ ነበር። ስፖርት መስራት ከጀመርኩ በኋላ ግን በቃ ህይወቴ ተቀየረ። አተነፋፈሴ ተስተካከለ የሰውነት ክብደቴን መቆጣጠር ቻልኩ። እናም ከሁሉ በላይ ደግሞ ያው በራሴ የመተማመን መንፈሴ በጣም ጎለበተ አንድ ነገር ሳደርግ በቃ በራስ ሙሉ መተማመን ኖሮኝ ታጥቄ ነው የምነሳው ማለት ነው። ይሄ ሁሉ ሊመጣ የቻለው ስፖርትን ከማውዘውተሬ እና ሁሌም ለመስራት ካለኝ ጉጉት የተነሳ ነው። እና መጀመሪያ ላይ የሚያስጠላ ወይም የሚያታግል የሚፈታተን ነገር ቢሆንም እየደጋገምን በ ዋጋ ከፍለን እየደጋገምን እየደጋገምን ስንሄድ ነገሮች መቀየራቸው የማይቀር ነገር ነው እና ይሄን ማድረጉ ወሳኝ ነው ብዬ ነው የማስበው። እርግጥ አንዳንዴ ከጓደኞቼ ጋር በመሆን እግር ኳስ ወይም ቅርጫት ኳስ መጫወት ደስ ይለኛል። እነዛ በግል ከማደርጋቸው የስፖርት እንቅስቃሴዎች ውጪ ወይም በተጨማሪ ማለት ነው። በቡድን የሚሰራ ስፖርት ደግሞ ያው ከጤናው ባለፈ ማህበራዊ ግንኙነትን ያጠናክራል። ሁለት ጥቅሞች አሉት ማለት ነው ያው በአንድ ድንጋይ ሁለት ወፍ እንደሚባለው። እነዛን ስፖርቶች እየሠራህ አንደኛ ጤናህን ትጠብቃለህ። ሁለተኛ ደግሞ ማህበራዊ ህይወትህን ወይም ግንኙነትህን ታጠናክራለህ። በጋራ መሮጥ መጫወት መሳቅ ያ ድባብ ትልቅ ህክምና ነው ለአንድ ሰው አእምሮ ማለት ነው ለአካሉም ጭምር። እንግዲያ እነዚህ ሁሉ ጥቅሞች ካሉት አንድ ሰው የአካል ብእንቅ ብቃት እንቅስቃሴ ማድረግ ይቀል ለራስ የሚሰጠውን ትልቅ ስጦታ የሚያሳይ ነገር ነው። ጤናማ አእምሮ በጤናማ አካል እንደሚባለው። ራሳችንን በጠበቀን ቁጥር ለሥራችን እና ለራስ ለቤተሰባችን የተሻለን እንሆናለን ማለት ነው

እንደ ድሮ በስልክ ማነው በአካል ሳይሆን በስልክ ገንዘብ መላላክ የዘመኑ አንድ ትልቅ መገለጫ ሆኗል። በአሁን ግዜ እና ካሽ ገንዘብ ወይም ጥሬ ገንዘብ ይዞ መዞር በአሁን ጊዜ ከተለያዩ ነገሮች አንፃር ተመራጭ አይደለም። ግን አስደናቂ የሆነ የዘመኑን ለውጥም መከተል በጣም ትክክል ነው ብዬ ነው ማስበው። እኔ የስልክ ባንክንግ እና የኔ የዲጂታል ጉዞ ከተቀየረ በጣም ቆይቷል። በፊት ይደረጉ እንደነበረው አሁን ላይ ወደኋላ አድርጌ ልሂድ ብል ከግዜው ጋር እኩል አለመሄድን ወይም ወደኋላ መቅረትን የሚያሳይ ነገር እንደሆነ ነው ሚሰማኝ። እኔ እርግጥ ያው ከብዙ ነገሮች አንፃር ጥንቃቄ ቢጠይቅም ነገር ግን አሁን በነገሮች ነገሮች በጣም እየቀለሉ ስለመጡ በእጃችን በያዝናቸው ስልኮች ብዙ ነገር ማድረግ ስለምንችል። በስልክ ገንዘብ ትልካለህ ወይ የምለው ጥያቄ? አዎ እንዲያውም አሁን ላይ በአካል በ ባንክ መሄድን ረስቸዋለሁ ማለት እስከምችል ድረስ ምላሽ እንድሰጥ ያደርገኛል። የስልክ ባንክንግ ወይም የሞባይል ባንክንግ ለኔ ትልቅ እፎይታ ነው። በአሁን በዚህ የቴክኖሎጂ ዘመን ህይወቴን በጣም ያቀላል። በዋነኝነት የሚታየኝ ደግሞ ህይወታችንን ይበልጥ መስመር ባለው መልኩ እንድንመራ ያደርጋል ከምለው ዘርፍ አንፃር ነው። እንግዲህ በስልክ ገንዘብ መላክ ለምን ይመችሃል ቢባል? የተለያዪ ምክንያቶችን መጥቀስ እችላለሁ። አንደኛው ነገር ጊዜን መቆጠቡ ነው። በጣም ጊዜ ይቆጥባል ድሮ ለቤተሰብ ገንዘብ ለመላክ ወይም ለአንድ ሰው ክፍያ ለመፈጸም ባንክ ህደህ ተሰልፈህ እምታባክነው ያ ሁሉ ጊዜ በጣም ከባድ ነበረ። ቀኑን ሙሉ እዛ ሚዋልበት ጊዜ ሁላ ነበር አንዳንዴ ወረፋ በጣም ከመብዛቱ የተነሳ ለዚህ ሁሉ ትዳረግ ነበረ። ስልክህን አውጥተህ አሁን ላይ በጣም በጥቂት ሰከንዶች ውስጥ በፈለከው ሰዓትና ቦታ ሆነህ ስራህን ትጨርሳለህ። በቃ እዚህ በጣም ያቀላጥፋል እንደ ድሮ መሰለፍ የለም ጊዜ ማቃጠል የለም ጉልበት ማባከን የለም። በቀላሉ ትጨርሳለህ ያንን ነገር ሌላው ደግሞ ደህንነቱ ነው። በክስህ ብር ይዘህ ከመንቀሳቀስ በስልክህ ውስጥ መሆኑ የበለጠ የደህንነት ስሜት ይሰጥሃል። ምንም ጥያቄ የለውም። ትዝይለኛል በፊት መጀመሪያ በስልክ ገንዘብ መላክ ስጀምር ትንሽ እፈራ ነበር። ቁጥር ብሳሳትስ ብሩ ባይደርስስ የምል ስጋት ያድርብኝ ነበረ። ግን አንዴ ከተለማመድኩት በኋላ ነገሩ ምን ያህል ቀላል እና አስተማማኝ እንደሆነ በጣም ተረዳሁ። አሁን ላይ ለታክሲ ለሱቅ ለምግብ ቤት ለሁሉም ነገር የምጠቀመው ስልኬን ነው። እንዳውም ቦርሳዬን ቤት ረስቼ ወጥቼ ስልኬ ብቻ እጄ ላይ ካለን ምንም ስጋት አይገባኝም። በቀላሉ እሄን ነገር ማድረግ ስለምችል ማለት ነው። እና ነገሮችን ይበልጥ ቀላል አድርጎታል ያልተወሳሰበ ህይወት ቀልጣፋ ህይወት መምራት እንድንችል አድርጎናል። በአሁን ጊዜ እና ደህንነቱም ዋስትናውም ሁሉም ነገር የተመቻቸ ሆኗል በአሁን ጊዜ ማለት ነው። እዚህ ከዚህ አንፃር እሱን መጠቀሙ በጣም ቆንጆ ነገር ነው ብዬ ነው እማስበው። በ እርግጥ ነው ያው እንተርኔት ወይም ዋይፋይ ሲያስቸግር ትንሽ ሊያሳቅቅ ይችላል። በተለይ የሆነ ክፍያ መፈጸም ፈልገህ ኔትወርክ የለም ስልህ ትዕግስትህ ይፈተናል በጣም ከባድ ነው ሚሆነው። እሄ ግን በአጠቃላይ ያው የ ቴክኖሎጂ ለሀገራችን ትልቅ እድገት ነው ብዬ አምናለሁ። እኔ በተለይ ራቅ ባሉ ቦታዎች ላይ ለምኖሩ ቤተሰቦቻችን በደቂቃዎች ውስጥ ገንዘብ መላክ መቻላችን ትልቅ በረከት ነው ብዬ ነው ማስበው። ጊዜን ጉልበትን በጣም ይቀንሳል እና ሌሎችን ከማስቸገርም አድርስልኝ አንዳንዴ እዛ ቦታ ለመላክ በር ገንዘብ ለመላክ እኛ መሄድ ሳንችል ቀርተን ሰዎችን እናስቸግራለን። እዛ እንዲሄዱው እንዲደርሱልን ገንዘቡን እንዲልኩልን ለማድረግ ብዙ እንታገላለን እና ያንን ይቀንሳል። ከራስም አልፎ ሌሎችን ከማስቸገር እንድንቆጠብም ስላደረግን ትልቅ በረከት ነው ብዬ ነው ማስበው ትልቅ ግኝት ብዬ ነው ማስበው። አንዳንዴ ደግሞ ያው በስልክ ገንዘብ መላክ ወጪንም ለመቆጣጠር ይረዳል አይደለ የት ላይ ስንት ብር እንዳወጣህ በስልክህ ላይ ያው ሂስትሪ ማየት ስለምትችል የላከውን ነገር መቆጣጠር እዛው ስለሚደርስን ወጪን ለመቆጣጠር ይረዳሃል። ስንት ላኩ ስንት ቀረኝ የምለውን ማለት ነው ይህ ደሞ ገንዘብህን በአግባቡ እንድታስተዳድር ይረዳሃል። ቁጠባና የመሳሰሉ ነገሮችን ማለት ነው። ስለዚህ በስልክ ገንዘብ መላክ የዘመናዊነት መገለጫ እንደሆነ አምናለሁ። እኔም የዚሁ አገልግሎት ተጠቃሚ በመሆኔ ያው በጣም ህይወቴ ቀሏን ብዬ ነው ማምነው እንደኔ

ይሄ ብስክሌትም ያሁን ጊዜ እና የድሮ ትዝታዎቼ ሁለቱም ይለያያሉ። በአሁን ጊዜ ብስክሌት የምጋልብበት መንገድ መሆን አላማ እና የድሮ ጊዜ ብስክሌት የሚጋልብበት አላማ በጣም የተለያየ ነገር ነው። ምክንያቱም ጥቅሙንም እና ከምን አንፃር ይጋልብ እንደነበረ ስለሚለያየው ማለት ነው። በፊት ልጆች ሆነን የምናደርገው ነገር ሌሎች ስላደረጉ እንዲሁ በስሜት ነበር። ብዙዎቹ ነገሮች እንደዛ ናቸው። በአሁን ጊዜ ግን አብዛኛው ሰው እንደዚሁ በህፃንነት አይምሮ ያንን ነገር ያደርጋል ብዬ አላስብም። በጣም የታሰበበት አንድ ነገር የሚያደርግበት አላማ ገብቶት ተረድቶ ያንን ነገር ሲያደርግ ነው የሚያምርበት በአሁን ጊዜ በተለይ አንድ ሰው እያደገ ከሄደ ማለት ነው። እንግዲያውስ የብስክሌት ጉዞዬ ነጻነትን በሁለት ጎማዎች ብዬ እንዲገልጽ ያደርገኛል እኔን ማለት ነው። ብስክሌት ትጋልባለህ? አዎ በሚገባ እጋልባለሁ። እንደውም ብስክሌት መንዳት ለኔ ትልቅ የነጻነት ስሜት የምታገኝበት መንገድ ነው። ብዬ ነው እኔ ለአንድ ሰው መናገር የምችለው። እና እኔ እንደዛ ይሰማኛል። ትልቁ ነጻነት ስሜት የማገኝበት መንገድ እንደሆነ ይሰማኛል። ምክንያቱም ብስክሌት ዝም ብሎ መጓዛ አይደለም። የሆነ ዝም ብሎ እየነዳህ መጓጓዣ ነገር አይደለም። ከራስህና ከተፈጥሮ ጋር የምትገናኝበት ሰውነትህን እያጠናከርክ በቃ የምትዝናናበት ጥበብ ነው። ስለዚህ ብዙ ነገሮችን በአንዴ የማድረግ አቅም የሚሰጥ ቆንጆ ነገር እንደሆነ ነው የሚሰማኝ ብስክሌት መጋለብ ለኔ። እና ይሄንን ይሰማኛል። እንደዛ እንደሆነ ይሰማኛል። እኔ ብስክሌት መንዳት ለምንድነው የምወደው? ያው ከሚሰጠኝ ነጻነትም ምንም ባሻገር ጤናዬንም እንድከባከብ ስለመረዳኝ ነው። እና በተለይ እሁድ ጠዋት መንገዶች ጭር ሲሉና አየሩ ገና ሳይበከል በጣም መንዳት እወዳለሁ። ቀለል ባለ አየር ያንን ነገር ማድረግ በጣም ደስ ይለኛል። የንፋስ ሽውታው ፊትህን ሲነካ፣ በራስህ ጉልበት መንዳቱን ስታቋርጥ መንገዱን እንደዛ ስታደርግ አንዴ ቆም ስትል አንዴ ስትበር በቃ እነዚህ ነገሮች ልክ እንደ ወፍ የሚትበር ነው እንደሚመስልህ የሚያደርገው ማለት ነው። ብስክሌት መንዳት እንደ መኪና ያው በብርጭቆ የታጠርክበት ሳይሆን በመስታወት የታጠርክበት አይደለም። እና የሆነ ቁጭ ብለህ እንትን እያልክ የምትሄድበት አይደለም። አካባቢህን በደንብ እያየህና እየሳምክ የምታልፍበት ጉዞ ነው። በጣም ደስ ይሚል ነገር ነው። ነጻነት የምሰጥ እንደ መኪና ታፍነህ ሳይሆን ሁሉ ነገርህን ለአየር እንድትሰጥ የሚያደርግ ነገር ነው። ብስክሌት መንዳት መጀመሪያ ላይ ትንሽ ሜዛን መጠበቅን እና ያው ትዕግስትን የሚጠይ ነገር ነው። ያው እኔ ልጅ እያለሁ ብስክሌት ለመለማመድ ስንት ጊዜ እንደወሰደብኝ ትዝ ይለኛል። ስንቴ እንደወደኩም ትዝ ይለኛል እግሮቼ ተላልጠዋል። እጆቼም ቆስለዋል። ያው ግን ደግሞ በጊዜ ሂደት ያው ተለማመድኩት። ከዛም አንስቼ መንዳት ጀመርኩኝ። ያኔ ደግሞ በጣም ትልቅ ኩራት ይሰማሃል። በተለይ ሌሎች እንትን እያሉ ሳይችሉ ስቀሩ አንተ የተሻልከው ነጅ ስትሆን ያለ መሪ ማነው ያለ ከኋላ ከምመራህ ሰው በትጭት አይደለም በራስህ መሪውን ይዘህ ስታሽከረክር የሚንቀጠቀጠውን ጎማ ቀጥ ማድረግ ስትችል ሚዛኑን ስትጠብቅ በጣም ልዩ ኩራት ይሰማሃል። የወደኩባቸው ቀናቶችም አሉ። ዛሬ ላይ ደግሞ በልበ ሙሉነት ብስክሌት መጋለብ እንድችል አስችለውኛል። ያ መውደቅ ያ መላላጤ ለዛሬን ህይወት ቀላል አድርገውልኛል። በአሁን ሰዓት ብስክሌት ለኔ ከስፖርትም በላይ ነው። ከተማ ውስጥ ለቅርብ ርቀት ጉዞዎች ብስክሌት መጠቀም ያው ትራፊክን ለማስወገድ እና ለጤናም ለጤናም በጣም ጠቃሚ ነው። በተለይ ደግሞ ያው አካባቢን የማይበክል ያው ኢኮ ፍሬንድሊ እንደሚባል ብሎ አይነት መጓጓዣ በመሆኑ ይበልጥ እንድወደው ያደርገኛል። አንዳንዴ ከጓደኞቼ ጋር ሆነን ያው ብስክሌት ጉዞ እናደርጋለን። ያው የምናሳልፈው የሳቅና የውድድር ጊዜ በጣም ነው ልዩ ትዝታ እኔ የሚሆንልኝ። እና አስታውሰዋለሁ ያንን ጊዜ። እርግጥ ያው በአካባቢያችን ለብስክሌት ተብሎ የተለዩ መንገዶች ማነስ ያው ትንሽ ስጋት ይፈጥራል። ከመኪናዎች ጋር አብሮ መንዳት ጥንቃቄን እና ትኩረትን የሚጠይቅ ነገር ነው። በሱ በጎን የተሰራ መንገድ ከሌለ ማለት ነው። ግን ያም ሆኖ ባገኘሁት አጋጣሚ ሁሉ ብስክሌቴን ይዤ መውጣቴን በጭራሽ አላቋርጥም። ምክንያቱም ብስክሌት ላይ ስትሆን ጭንቀትህን ሁሉ ነው የምትረሳው። ትኩረቴን በሙሉ ከፊቴ ባለው መንገድ እና ለሚ

የቦርሳ አይነቶች በጣም ብዙ ናቸው የተለያዩ አይነት ቦርሳዎች አሉ። ለወንድም ለሴትም የሚሆኑ የተለያዩ አይነት ቦርሳዎች አሉ እና ከዚህ መካከል መርጦ አንዱን መጠቀም ያው ጥበብ ይጠይቃል። እኔም የራሴ ሆኜ አለኝ ምክንያቱም ፋሽን አንዳንድ ነገሮችን ተግባራዊ ማድረግ የአኗኗር ዘይቤን የሚገልጹ ነገሮች ናቸው። እና ተንቀሳቃሽ የቦርሳዎች አሉ። የቦርሳ ምርጫዬ በምቾትና በጥንካሬ መሃል እንዲሆን የሚያደርግ የሆነ ልዩ የሆነ ትስስርና ቁርኝት የሚፈጥር ነገር ነው። ከዚህ አንፃር ትንሽ ሁኔታዎችን ያማከለ ወደ መሆን ስለሚያደላ። ስለ ምን አይነት ቦርሳ እንደምትጠቀም ሰዎች ብጠይቁኝ የምሰጠው ምላሽ ያው እንደሚሄድበት ቦታና እንደምሰራው ስራ ይለያያል የሚል ይሆናል። አብዛኛውን ጊዜ ግን እኔ የጀርባ ቦርሳ አፍቃሪ ነኝ ማለት እችላለሁ። ይሄን ለኔ የጀርባ ቦርሳ ዝም ብሎ እቃ መያዣ ሳይሆን የነጻነትና የዝግጁነት ምልክት እንደሆነ ነው የምትሰማኝ። እና ከዛ አንፃር ብዙን ጊዜ እኔ ለመጠቀም የምመርጠው ቦርሳ ምንድነው? የጀርባ ቦርሳ ነው ለኔ በጣም ልዩ ስሜት የሚፈጥር ነገር ነው። ለምንድነው የጀርባ ቦርሳ የምመርጠው? ዋናኛው ምክንያት ምቾቱ ነው። ሁለት ትከሻህ ላይ እኩል ስለምረፍድ አስቦ ክብደት አይሰማህም በቃ በአንዴ ነው። ሁለቱም ላይ ትገሻህ ላይ የምትሰካውና ምንም ክብደት አይሰማህም ምቾት ይሰጥሃለህ እጆቼ ደግሞ ያው ለሌላ ስራ ነፃ ይሆናሉ ማለት ነው። እንደዛ ማድረጉ በጣም ቆንጆ ይሆናል ማለት ነው። የሆነ እቃን ተሸክመህ እንደፈለክ እጄህ ማንቀሳቀስ ትችላለህ። በተለይ በእግር ስጋዝ ወይም ታክሲ ውስጥ ሲሆን የጀርባ ቦርሳ በጣም ያቀልልኛል ነገሮችን ማለት ነው። በዛ ላይ ደግሞ ያው ብዙ ኪሶች ስላሉት ላፕቶፔን ደብተሬን ቻርጀሬን ሌሎች ትንንሽ እቃዎችን በስርዓት ከፋፍዬ ለመያዝ ይመቸኛል። ብዙ ኪስ ያለው የጀርባ ቦርሳ መጠቀሙ ጥሩ ነው ብዬ ነው የማስበው። እኔ እና ከምሰጠው ነጻነት እና እንዲይዛቸው ያለኝን እቃዎች ከፈፍዬ በውስጡ በፈለኩበት ቦታ መክተት እንድትችል ምቹ ተደርጎ የተሰራ መሆኑ ትልቅ ነጻነት ይሰጣል። እንዲሁም ደግሞ በጣም እንድትወደው ያደርጋል ማለት ነው። ያው ቦርሳ ስገዛ መጀመሪያ የምመለከተው ጥንካሬውን ነው የቦርሳውን ጥንካሬ ማለት ነው። የቆዳ ቦርሳ ከሆነ በረጅም ጊዜ ስለሚቆይና ያው ለቁም ነገር ቦታዎችም ስለሚሆን እሱን እመርጣለሁ የቆዳ ቦርሳዎችን ማለት ነው። ነገር ግን ለየቀኑ እንቅስቃሴ ከውሃና ከዝናብ የሚከላከል የሆነ ጨርቅ የተሰራ ቦርሳ ይበልጥ ተግባራዊ ነው። ምን ያንን ትልቁን ተሸክመህ የቆዳ ቦርሳ ከምትሄድ ትንንሽ ነገሮች ከሆኑ የምታደርገው ያንን ነገር መፈጸሙ ጥሩ ነው ብዬ ነው የማስበው እኔ። በቃ ያው ይሄ ቦርሳ ነገሮችን በደህና ይጠብቅልኛል የምል እምነት ካለኝ ያንን ቦርሳ በጣም ከመግዛት ወደኋላ አልልም ማለት ነው። የጨርቅም ሆኖ ግን ውሃም የማያስገባና ብዙም የማያበሰብስ ንብረትን የማያበላሽ ከሆነ ማለት ነው። ትዝለኛል ያው ልጅ እያለን በትምህርት ቤት የምንይዛቸው እነዛ የጨርቅ ቦርሳዎች መጽሐፍ በዝቶባቸው ስንሸከም ወደኋላ የሚጎትቱን ይመስል ነበረ አስቦ ዛሬ ላይ ግን የቦርሳ ዲዛይኖች በጣም ተሻሽለዋል። አሁን የሚጠቀመው ቦርሳ ለጀርባ የሚቹ እንዲሆን ተደርጎ የተሰራ ነው ስለዚህ ለረጅም ሰዓት ብትሸከመውም እንኳን ድካም አይሰማኝም ወደኋላ የሚጎትተኝ አይነት ስሜት አይሰማኝም ማለት ነው። እርግጥ እቃዎች መብዛታቸው የተወሰነ ጀርባ ላይ የተወሰነ ህመም እንዲሰማ ማድረጉ የማይቀር ነው። እና ቢሆንም ግን እንደዛ አይነት አይደሉም ስሪታቸው አሁን ላይ እና በጣም ያንን ነገር የሚቀንሱ ናቸው። ያው አንዳንዴ ደግሞ ለየት ያሉ ዝግጅቶች ወይም ስብሰባዎች ስኖሩ ቀለል ያለና ትንሽ ብሪፍ ኬዝ የመሰለ ቦርሳ እይዛለሁ። እንደዛ አደርጋለሁ ያ ደግሞ ትንሽ ቁም ነገር ያለበት ስሜት ይሰጣል አንድ ሰው ማለት ነው እንደዚ አይነት ቦርሳ ስትይዝ ሰው ያከብርሃል። ግን ምንም ቢሆን ያው ከቤት ስወጣ ቦርሳዬን ካልያዝኩ የሆነ የጎደለኝ ነገር እንዳለ ይሰማኛል። ቦርሳዬ የኔ ትንሽ አለም ናት አስፈላጊ ነገር ሁሉ በውስጧ አለ ብዬ ለሌሎች መናገር እችላለሁ። እና ከቤት ሲወጣ ሁሌም ቦርሳያን ለመያዝ ጥረት አደርጋለሁ። በአጠቃላይ ቦርሳ የምንመርጠው እንደ ስብእናችን ነው። ለምሳሌ እኔ ቀላል ጠንካራና ብዙ እቃ የሚዝ ቦርሳ እመርጣለሁ። ሌሎች ደግሞ እንደዚህ አይነት ቦርሳ ላይመርጡ ይችላሉ እና እንደ ሰው ይለያያል።

ቀልድ መናገር ያው ተሰጥኦ ይጠይቃል ዝም ተብሎ የሚመጣ ነገር አይደለም። ግን እንደ ፍላጎት ከተፈለገ ቀልድ የማይመቸው ሰው አለ ብዬ አላስብም እኔ። ሁሉም ሰው ማለት በሚቻል ደረጃ ቀልድ በጣም ይወዳልና ለሌሎች ማድረግ ምክንያቱም ለራሱ የሚቀልጥ ሰው የለም ማንኛውም ሰው ሳቅን መዝናኛን ማህበራዊ ግንኙነቶችን ጋር የተገናኘ ነገር ስለሆነ ማለት ነው። እና ከሰዎች ለሰዎች ደስታ ፈገግታ የጨዋታ ስሜት እንደዛ እንደዛ ነገሮች የምፈጥሩ ነገሮች ስለሆኑ እንደ ቀላል የሚታይ ነገር አይደለም። በአጭሩ መልስህ በጣም በጣም እወዳለሁ የሚል ነው። ሳቅ የሌለበት ቀን የጎደለ ቀን ነው። ብዬ ነው እኔ ለሰዎች የምናገረው እና የሆነች ቀልድ ጣል አድርጎ ሳቅ መፍጠር ጥሩ ነገር ነው ብዬ ነው የማስበው። እኔ ያው ቀልድ መናገር ብቻ ሳይሆን ሰዎችን የሚያስቁ ቀልዶችን ማዳመጥም በጣም እወዳለሁ። ሰጪ ብቻ ሳይሆን ተቀባይ መሆኑንም በጣም በቀልድ ደረጃ እወዳለሁ ማለት ነው። ቀልድ በሰዎች መካከል ያለውን በረዶ የሚሰብርና የግንኙነትን የሚያቀል ትልቅ መሳርያ ይመስለኛል። ቀዝቅዝ ያለ በመኮሳተር ላይ የተመሰረተ ግንኙነት ከሚኖር ይልቅ በቀልድ የተዋዛ ፈታ ያለ ቢሆን ደስ ይላል። ያው ቀልድ መናገር የራሱ የሆነ ጥበብ አለው ጊዜውን መጠበቅ በየትኛው ሰዓት የትኛውን ልናገር የምለውን የቃላት አጠቃቀም እንደውም ደግሞ የቀልዱ አጨራረስ እነዚህ ነገሮች ካልተስተካከለ ቀልዱ ቀዝቀዝ ያለ ይሆናል ማለት ነው ላያስቅ ይችላል እንደውም ሊያበሳጭ ይችላል። እኔ በብዛት የምወደው የሁኔታዎችን ቀልድ ነው። ለምሳሌ በእለት ተለይ ህይወታችን ውስጥ የሚያጋጥሙን አስቀኝ ስህተቶች ወይም ግጥምጥሞሽ በታቀደ ቀልድ ይልቅ ያው እኔ ታስቦ ከሚንነገር ቀልድ ይልቅ ይበልጥ ያስቃሉ ባይ ነኝ ነኝ። በየፈጠራ ቀልድ ከሚሆን እንደዛ አይነት በሁኔታ ላይ የተመሰረቱ ሲሆን በጣም ደስ ይላል። የሆነ ነገር ተፈጥሮ ያንን ባስቂኝ መንገድ ስታቀርበው ሰዎች ከልባቸው ሲስቁ ማየት ትልቅ እርካታ ይሰጣል። ሲንተከተኩ አንዳንድ ሰዎች ሲስቁ በጣም ደስ የምን ስሜት ይፈጥራል። ትዝ ይለኛል የሆነ ወቅት ላይ ነው ከጓደኞቼ ጋር ሆነን ጊዜ እያሳለፍን ነበር እና አንዱ ጓደኛችን በጣም ቀልደኛ ነው። እሱ ማውራት ከጀመረ ሁላችንም ሆዳችንን እስኪያመን ድረስ ነው የምንስቅ የነበረው ማለት ነው። እና እንደ መድሃኒትም ጭምር ነው ሳቅ ያክማል አንድን ሰው እንዴት ካልን ያው ጭንቀትን ያስረሳል። ደም ዝውውርህንም ያስተካክላል እንደዛ ይባላል በጤና ባለሙያዎች። እናም ከሰዎች ጋር በልዩ ሁኔታ እንድትቀራረብ ያደርግሃል። ሰዎች ወደ አንተ እንድቀርበው ያደርግሃል ለዛ ነው እኔም በንግግር የመሃል ሰዎችን ፈገግ የሚያደርገውን ነገሮችን ጣል ማድረጉን የምወደው። በዚህ መልኩ መቀላለዱ መጫወቱ ቆንጆ ጥሩ ትስስር ይፈጥራል ብዬ ነው ከሰዎች ጋር የማምነው እና ቀልድ ጣል ማድረግን በጣም እወዳለሁ እርግጥ ነው። ያው ቀልድ ስንነገር ሰዎችን በማይጎዳና በማያሸማቅቁ መልኩ መሆን እንዳለበትም አምናለሁ። አንዳንድ ሰዎች ቀለድኩ ብለው የሰዎችን ስሜት ሲነካ ሞራላቸውን ሲነካ የሚያዋርድ ዝቅ የሚያደርግ ነገር እንዲሸማቀቁ የሚያደርግ ነገር ሲናገር ይሰማል። አገኘው ብሎ መድረክ ለዚህ ማድረጉ ትገቢ ነው ብዬ እኔ አላስብም እና እንደዛ ማድረጉ ጥሩ ላይሆን እንደምችል ነው የምሰማኝ እኔ። አንድ ቀልድ ንፁህና አስተማሪ የሆነ ቀልዶች ለሁሉም ሰው ተስማሚ ናቸው ብዬ አስባለሁ። ቢያንስ ባያስተምሩም እንኳን አዝናንተው ቅሬታን ሳይፈጥሩበት አንድ ሰው ላይ ማለፍ መቻል በራሱ አንድ ቀልድ ግቡን መቷል ብዬ ነው የማስበው። አንዳንዴ በራሴ ላይ መቀለድ ደስ ይለኛል። ራሳችንን በጣም ሲሪየስ አድርገን ከምንይዝ ይልቅ አልፎ አልፎ በስህተቶቻችን ላይ መሳቅ መቻል ትልቅ ብስለት ነው ብዬ ነው የማስበው ነው። ስለዚህ በራስ ላይ መቀለድ ራሱ ጥሩ ነገር እንደሆነ ይኖረዋል ብዬ ነው የማስበው። የሚገርመው ነገር አንዳንድ ጊዜ በጣም አስቸጋሪ ሁኔታ ውስጥ ሆነን እንኳን አንድ ትንሽ ቀልድ ያው ድባቡን ሙሉ ለሙሉ ሊቀይረው ይችላል። ያንን የከረረውን እንትን ያለውን ድባብ ሙዱን እንዳለ ይቀይረዋል እና ከዚህ አንፃር እንደሱ ነው የማየቱ አሪፍ ነው። ያው ሳቅ ተላላፊ ነው። አንድ ሲስቅ ሌላ ይከተላል። አለማችን በሳቅና በደስታ ብትሞላ በጣም ደስ የምል ነገር እንዳለው ይሰማኛል እኔ። ቀልድ መናገርና መሳቅ ለህይወት ቅመም ናቸው ብዬ አስባለሁ። እኔ ለሁሉም ሰው

ፀሀይ ለሁሉም ሰው ደስ የሚል ድባብ የሚፈጥር ነገር ነው። ፀሀይን የማይወድ አለ ብዬ አላስብም እኔ። በተለይ ጠዋት ላይ ያለው ፀሀይ ስትወጣ ያለው ስሜት ለብዙ ሰው ልዩ። ስሜት የሚፈጥር ነገር ነው ልዩ አይነት እርካታ የሚፈጠር ነገር ነው። እና ከዚህ አንፃር የፀሀይን መውጣት የማይወድ ሰው አለ ብዬ አላስብም። ውበትና አዲስ ጅማሬን የሚዳስስ ነገር ነው። ይሄ ሁላችንም ውስጣችንም ውጫችንም ሰውነታችን ሁሉ ነገር እንድንነቃቃ የሚያደርግ ነገር ነው። ከፀሀይ ጋር ተያይዞ ያለው ነገር እና የፀሀይ መውጣት የአንድ ሰው የአድስ ቀን ተስፋ የምጭር ነገር እንደሆነ ስለማስብ። የፀሀይ መውጣትን እኔ እንደኔ አንድ ሰው የፀሀይ መውጣትን ትወዳለህ ወይ ብሎ ብጠይቀኝ እጅግ ደስ እያለኝ በጣም የሚል መልስ መልስለታለሁ። ለኔ የፀሀይ መውጣት ዝም ብሎ የተፈጥሮ ሂደት አይደለም ያ የተፈጥሮ ሂደት ስለሆነ ጠዋት ይወጣል ማታ ይገባል የሚል እንዲሁ አንድ አንድ ህግ ብቻ አልወስደውም። ለኔ ፀሀይ መውጣት የአዲስ ተስፋ የአዲስ እድል እና የህይወት መታደስ ምልክት እንደሆነ ነው የምሰማኝ። በየቀኑ ጠዋት ፀሀይ ስትወጣ ሳያት አለም ሌላ እድል እንደምትሰጠችኝ ሆኖ ነው የሚሰማኝ በህይወቴ ላይ አንድ ተጨማሪ እድል እንዳገኘው አዲስ ነገር እንደተጨመረብኝ እንደዛ እንድሰማኝ ያደርገኛል። እንግዲህ የፀሀይ መውጫ ሰዓት ልዩ ድባብ አለው በጣም ቆንጆ የሆነ ድባብ አለው። ያ ሰማዩ ከጥቁርነት ወደ ቀይ ከዚያም ወደ ብርቱካናማ ቀለም የሚቀየርበት ቅጽበት በቃ ተፈጥሮ በራሷ ብሩሽም የምትመስለው እጅግ ውብ ስዕል ይመስላል። በቃ በጣም የተሳለች ቆንጆ የስዕል ጥበብ ነው የምትመስለው እና እነዛ ሁሉ የቅለም ውደቶች በጣም ልዩ ስሜት ይፈጥራሉ በህይወቴ ላይ እና በጣም ደስ እያለኝ የሚመለከተው ነገር ነው። በዛ ሰዓት አካባቢ የሆነ ጸጥ ያለ ነገር ያለው በጣም ደስ የሚል የሚስብ ነገር አለው። የምትሰማው የፎ ጩህትና የቀዘቃዛው ንፋስ ሽታ ብቻ ነው ቀሌ ላይ ሰዎች ጋር ጋር ታየዋለህ። እነዛ ነገሮች ስዋሃዱ በጣም ደስ የሚል ነገር ይፈጥራሉ። ያንን ሰላማዊ ድባብ እያጣጣሙ ፀሀይ ስትወጣ ማየት አእምሮን ያሳርፋል እንዲሁም ለቀኑም ብርታት ይሰጣል ብዬ ነው እኔ የማምነው ማለት ነው። ዝም ብሎ የተከሰተ ነገር ብቻ እንደሆነ አይሰማኝም ወይም ተፈጥሮን ስለሆነ ግዴታ ስለሆነ ፀሀይ ወጣች ገባች የሚል ስሜት ብቻ አይሰማኝም። እኔ ከዛ ያለፈ ለህይወቴ ለእያንዳንዱ ድርጊቴ ለእያንዳንዱ ስሜቴ እንደ ህክምና እንደ መድሃኒት እንደሆነ አድርጌ ስለማስብ የፀሀይ መውጣትን በጣም ነው የሚወደው ማለት ነው። ምን ሆነ በአንድ ወቅት ተራራ ላይ ወጥተን የፀሀይ መውጣቴን የተመለከትንበት ቀን ነበር እና ገና ጨለማ እያለ ነበር ጉዞአችንን የጀመርነው ያቺን አጋጣሚ ለማየት ማለት ነው። ድካሙና ቅዝቃዜው ከባድ ነበር። ነገር ግን ጫፍ ላይ ደርሰን ፀሀይዋ ቀስ ያለች ብቅ ስትልና አካባቢውን በርብርሃን ስታቅለቀልቀው አብይ ቅድካማችንን ነው ሁሉ ነበር ያረሳነው። ያንን ውበት በቃላት ለመግለጽ በጣም ይከብደናል። ብርሃኑ ተራራውና ሸለቆው ሲያለመልሙ ማየት ህይወት እንዴት ውብ ናት ብለን እንድናስብ ነበር የሚያደርገን ነበረው ማለት ነው። እና ልዩ እንደሆነ ቁርኝት እንድትፈጥር ነው የሚያደርገው። ጫካው ላይ ዛፎቹ ላይ ፀሀዩ ሲያርፍ አርፎ የሚመጣው ነፀብራቅ ከጥላዎቹ ከቅርንጫፎቹ ከቅጠሎቹ ማለት ነው እና የተሽሎከለከ የሚያልፈው ያ ብርሃን በጣም ልጅ የሆነ ስሜት እንድሰማ ያደርጋል። ያው እኔ በባህሪዬ ጠዋት ቀደም መነሳትን እወዳለሁ ከሁሉም ነገሮች ማለት ነው። እና ፀሀይ ከመውጣቷ በፊት ተነስቼ ቡናዬን እየጠጣሁ ብርሃኑ ቀስ እያለ ስመጣ ማየት የለት ተለጸሎት። ወይም ደግሞ ማሰላሰያ የነበረ ለኔ ያቺ ድባብ ውስጥ ተዘፍቀህ የምታያት ያ ነገር በጣም ልየት ትላለህ በዛ ሰዓት እቅዶችን አወጣለሁ ስለ ህይወት አሰላስላለሁ። ብዙ ነገሮችን አደርጋለሁ። ፀሀይ ስትወጣ ጨለማው እንደሚገፈፍ ሁሉ የኔም ጭንቀቶችና ፍርሃቶች አብሮ የሚገፉ ይመስለኛል። አንድ ላይ የምንለውጠው ይመስለኛል። አንዳንዴ ሰዎች የፀሀይ መጥለቅን ይመርጣሉ። ያው እሱም የራሱ የሆነ ውበት አለው። ለኔ ግን የፀሀይ መውጣት የሚሰጠኝ ሀይልና የመነሳሳት ስሜት ከሁሉም ይበልጥብኛል። ዛሬ የተሻለ ነገር እሰራለሁ የሚል ወኔ ይፈጥርብኛል። ፀሀይ ለማንም ሳታዳላ ለሁላችንም እኩል በረሃንና ሙቀት እንደምትሰጠን ሁሉ ያው እኛም ለሰዎች በጎነት ማሳየት እንዳለብን ያስታውሰኛል እኔን።

ስነ ጥበብ ለብዙ ሰዎች አሁን ላይ በጣም ቆንጆ የሆኑ ነገሮች ናቸው። እና ሰዎች እሱን ነገር ለመማር ራሱ ጥረት ሲያደርጉ በጣም ይገርመኛል። እኔ እና ምን ያህል ተወዳጅ ነገር እንደሆነ የሚያሳይ ነው። ስነ ጥበብ ማለት ነው በሰዎች ዘንድ የሚያሳድረው ተጽዕኖ እጅግ ለየት ያለና ብዙ እንደሆነ ይሰማኛል። እኔም ብዙ ነገሮችን ማየት ስለሚቻል ማለት ነው። ለምን ፈጠራ ስሜት እና ውበትን የሚዳስስ ነገር ነው። ስነ ጥበብ የሚባለው ነገር እና ጥልቅ ማራኪ የሆኑ የተለያዩ ነገሮች አሉ። ስለ ስነ ጥበብ ስናወራ እና የነፍስ ቋንቋ ብሎ ይገልጹታል። ብዙ ሰዎች ስነ ጥበብን እና ከዚህ አንፃር ብዙዎች ለስነ ጥበብ ያላቸውን አመለካከት የተለያየ ሊሆን ቢችልም ግን አንድ የሚያመሳስላቸው ነገር ለስነ ጥበብ ሊኖራቸው የሚችለው ፍቅር ምን ያህል ጥልቅ እንደሆነ ነው። የኔ የምሰማኝ እና ጉዳዩን ደግሞ ወደ ራስህ ሳመጣው። ምንም ጥያቄ የለውም መልሴ ስነ ጥበብ ትወዳለህ ወይ? ተብዬ ብጠየቅ አዎ የሚል ነው። ምንም ጥያቄ የለውም። ምክንያቱም ለኔ ስነ ጥበብ ዝም ብሎ ስዕል ወይ ሙዚቃ አይደለም። እንደዛ የሚመስላቸው ብዙ ሰዎች አሉ ስነ ጥበብ የሰው ልጅ ነፍስ የምትናገርበት ድምጽ የሌለው ቋንቋ ነው ብዬ ነው የማስበው። ስነ ጥበብ ለኔ። ድምጽ የሌለው ተፈጥሮ ለሰው ልጆች የምትናገረው ቋንቋ ነው። ብዬ ነው የምናገረው እና ሰዎችም እርስ በእርስ የሚግባቡበት ማለት ነው። አለምን በተለየ መነፀር እንድመለከት ነው የሚያደርገኝ። እዚህ ትልቅ ጥበብ ነው ለኔ። ስነ ጥበብ ስል ብዙ ነገሮችን ያጠቃልላል አሁን ጠቅለል አድርጌ ነው እነዚህን ነገሮች ስነ ጥበብ እያልኩ ያለሁት ማለት ነው። ለምሳሌ አንድ ሰአሊ በሸራ ላይ ቀለሞችን ሲያዋህድና የማይታይ ስሜትን የሚገልጽ ስልል ስሥል ይሄ በጣም ያስገርመኛል። እኔ ይሄን ሳይ በጣም እገረማለው አንዳንድ ስዕሎችን ቆመህ ስትመለከታቸው ልክ እንደ መጽሐፍ ታሪክ ይነግሩሃል። በጣም ነው የሚገርመኝ። ያ የቀለምና እኔ መስመር ውስጥ ውስጥ የተደበቀው ምስጢር ለመረዳት ስትሞክር አእምሮህ ካለበት ቦታ ርቆ ይሄዳል። ያመራምራል አእምሮን እና የቀለሞች እና የመስመሮች ውህድ ብቻ አይደለም። እኔ በተለይ የኢትዮጵያ ባህላዊ ስዕሎች እና የጥበብ ስራዎች ላይ ያሉትን ደማቅ ቀለሞች እና ምልክቶች በጣም እወዳቸዋለሁ። ለመጀመሪያ ጊዜ ወደ ስነ ጥበብ ጋለሪ የሄድኩበት ቀን ትዝ ይለኛል። አዳራሹ ውስጥ ያለው ጸጥታና በግድግዳው ላይ የተሰቀሉት ስራዎች የፈጠሩት ድባብ ልዩ ነበረ። ሲሄድ ፊት ለፊት ቆመ ረጅም ደቂቃዎችን ሲመለከት በቃ ስአሊው ምን እያሰበ እንደሳለው ለመረዳት ስሞክር ራሴንን ረሳሁት። ፈዝዤ ነው የቀረሁት። በቃ ስነ ጥበብ ሰውን የማረጋጋት እና የማሰላሰል ሀይል አለው። እንደዛ ብዬ ነው የማምነው ማለት ነው የሚያስተላለፈው ጥልቅ መልእክት እንዳለ ነው የማስበው። ሌላው የምወደው የስነ ጥበብ ዘርፍ ደግሞ ስነ ጽሁፍ ነው። ግጥም ወይም ልቦለድ መጽሐፍ ስታነብ ጸሐፊው በቃላት የሚስለው ስዕል ከቀለም ስዕል ባልተናነሰ መንገድ ውስጣዊ ስሜትን ይነካል። በቃ አንድ ግጥም የሚኖረው መልእክት ወይም አንድ ልቦለድ የሚወስድህ አለም ከሌላ ስሜት ውስጥ የሚከት አይነት አለም ነው። ሙዚቃም ቢሆን እንደዛው ነው ለኔ። አንድ ዜማ ያለ ቃላት እንኳን ልቤን ሊሰርቀው ይችላል። ምንም ድምጽ ባትሰማም እንኳን ዜማው ብቻ እንኳን በቃ ልብህን ጥፍት ሊያደርገው ይችላል። እነዚህ ሁሉ የጥበብ ውጤቶች የሰውን ልጅ ህይወት ትርጉም ያለውና ውብ ያደርጉታል። አንዳንዴ ሰዎች ስነ ጥበብ አልገባኝም ይላሉ እኔ አይገባኝም እሱ ነገር ሊሉ ይችላሉ። ለኔ ግን ስነ ጥበብ የግድ መረዳትን አይጠይቅም። ያው መስማት ብቻ ነው ያለበት። አንድ ነገር አይተህ ወይም ሰምተህ ደስ ካለህ ወይም ስሜትህ ከተነካ ጥበቡ ስራውን ሰርቷል ማለት ነው። እኔ እንደዛ ነው የማስበው። እኔም በትርፍ ጊዜ ምን አደርጋለሁ አይደል? አዲስ የጥበብ ስራዎችን መመልከት እና በተለያዩ የፈጠራ ስራዎች መካፈል ደስ ይለኛል። እኔ እነዚህ ነገሮች ላይ ያው ሳጠቃልለው ስነ ጥበብ ባይኖር ኖሮ ያው አለማችን በጣም ደረቅና አሰልቺ ይሆን ነበር እላለሁኝ እኔ ጥበብ ለህይወታችን ቀለምና ትርጉም ይሰጣታል እንደዛ ነው የማስበው። ስለዚህ ስለ ጥበብ ስለ ጥበብን ትወዳለህ ወይ? ብዬ ብጠየቅ እወዳለሁ በጣም እወዳለሁ ብዬ ነው መመለስ የምችለው ማለት ነው። እንደውም ሁላችንም በውስጣችን ያለውን ትንሽ የጥበብ ብልጭታ ልናሳድገው ይገባል ብዬ አምናለሁ በመሞከር ማሳደግ ስለሚቻል።

ፊየል አይቶ የሚያውቅ ሰው አለ ብዬ አላምንም እኔና ከቤት እንስሳት መካከል አንዱ ስለሆነ ማየት ብቻ አይደለም ነክቶ እነሱ ጋር ሄዶ ነክቶ ማጫወት ሁላ ብዙ ሰው የሚያደርግ ነገር ይመስለኛል። ብዙን ጊዜ እና እንስሳት ጋር የተገናኘ ነው። ስለዚህ አንድ ሰው ከእንስሳት ጋር የሚኖረውን ከታሪክ ጋር ተያይዞ ከዚህ በፊት የገጠሙትን ያያቸውን እንስሳት እነዚህን ሁሉ የሚዳስስ ይመስለኛል። ይሄ ሬስ እና በተለይ ገጠር ጋር ተያይዞ የሚኖሩ ሰዎች በየለቱ የሚያደርጉት ነገር ስለሆነ አንድ አባት ብዙ ከብቶች ካሉት እነዛ መካከል ፍየል መኖሩ ግድ ነው እና ያንንም ጭምር የሚነካ ነገር ነው እና እናም ከምወዳቸው እንስሳት መካከል ነው። ስለዚህ ወደ ጥያቄው ተመልሼ አንድ ሰው ፍየል አይተህ ታውቃለህ ወይ? ብሎ ብጠይቀኝ ምን አይነት ምላሽ ነው ምሰጠው እንዴታ ፍየሌን አለማወቅ እንዴት ይቻላል የሚል ነው የሚሆነው። መልስ ለምን አንድ ሰው ከእንስሳት ጋር የሚኖረውን ከታሪክ ጋር ተያይዞ ከዚህ በፊት የገጠሙትን ያያቸውን እንስሳት እነዚህን ሁሉ የሚዳስስ ይመስለኛል። ይሄ ሬስ እና በተለይ ገጠር ጋር ተያይዞ የሚኖሩ ሰዎች በየህይወቱ የሚያደርጉት ነገር ስለሆነ አንድ አባት ብዙ ከብቶች ካሉት እነዛ መካከል ፍየር መኖሩ ግድ ነው እና ያንንም ጭምር የሚነካ ነገር ነው እና እናም ከምወዳቸው እንስሳት መካከል ነው። ስለዚህ ወደ ጥያቄው ተመልሼ አንድ ሰው ፍየል አይተህ ታውቃለህ ወይ? ብሎ ብጠይቀኝ ምን አይነት ምላሽ ነው የምሰጠው እንዴት ፍየሌን አለማወቅ እንዴት ይቻላል የሚል ነው የሚሆነው። መልስ ለምን ብዙዎቹ እንደውም እኔ ፍየሎችን ሳስብ መጀመሪያ ወደ አእምሮ የምመጣው የእነሱ ንቁነትና ትንሽ እንኮለኛነታቸው ነው። ከዚህ ጋር የተያያዘ ነው። እንደውም ፍየሎችን ማየት ብቻ ሳይሆን ብዬ እንደሌሎቹን ስዛት ረገያለ አይደለም ሁል ጊዜም የሆነ ነገር ፍለቃ ላይ ነው። ሁል ጊዜም የሆነ ቦታ ላይ መውጣት ይፈልጋል መነካካት ይፈልጋል። በቃ ተንኮል ነው የሚሰራው ብዙ ነገር እና እሱ ነገር ያናደኛልም ያስገርመኛልም። እንዴት ከየት አመጡት ይሄን ሁሉ ጥበብ እላቸዋለሁ። እና ከዚህ ጋር የተያያዘ ነው። እንደውም ፍየሎችን ማየት ብቻ ሳይሆን አዘበራረቃቸውን እና ባህሪያቸውን ማጥናት ራሱ ያዝናናኛል። በቃ ፍየል ቅጠል ለመብላት ተራራ ላይ ሲወጣ ወይም ደግሞ የዛፍ ቅሬን ጫፍ ላይ ተንጠልጥሎ ሲታየው በቃ በአክብሮት ትገረማለህ። አንተ እንዴት እንደሚገለባበጡም ደግሞ እኮ ስጠህ አዘላለላቸው ምናምን ነገር በጣም እንድትደመም ያደርጋሉ። እንዴት አድርገው እዚያ ወጡ የማይወጡት ቦታ የለም ማለት ይቻላል። እንደውም ምን ትዝለኛል ገጠር በሄድኩበት ወቅት ፍየሎች የቤት ጠራ ላይ ወጥቶ ሳያቸው የነበረኝ መገረም ያስደንቀኛል። እንዴት አድርገው እዛ ወጡ እንዴ እዚህ ላይ እንዴት ሊወጡ ቻሉ ብዬ እስከምገርመኝ ድረስ። በጣም ፈጣንና ቅልጥፍና ያላቸው እንስሳት ናቸው። እና ያንን ማስተካከል ቆሞ እምቢ የሚል ድምጽ ሲያወጡ ትዕግስት ይፈተናል። በቃ አልሄድም አይነት ድምጽ ነው የሚሄደው። የሚያሰሙት ጎትተህ መተህ ያታግሉሀል ብዙ ነገር ያደርሱብሃል። ፍየሎች እና በጣም ከባድ ነበር የነሱ ሁኔታ አንድ ቦታ መንቀሳቀስ ከባድ ነው። ግን ደግሞ ያው የፍየል ግልገሎች ወይም የፍየል ጠቦቶች ስጫወቱና ስዘሉ ማየት ልብን ደስ ያሰኛል። በደስታ ስፈነጥዝ የምፈጥሩት ድባብ አካባቢውን ህያው ያደርጋል። የሆነ ሞቅ ምል ስሜት በአንተ ውስጥ እንድፈጠር የማድረግ ሀይል አላቸው። በትምህርት ቤትም ቢሆን ስለ ፍየልና ስለ በግ ብዙ ታርኮችን ሰምተናል እንደ ተረትም ጭምር ማለት ነው አንብበናል። ፍየሎች በጣም መራጮች ናቸው እንደውም የምበሉትን ነገር በጥንቃቄ ነው የሚመርጡት። በተለይ ደግሞ የፍየል ወተትና ምንድነው ስጋ ለጤና በጣም ጠቃሚ እንደሆነ ይነገራል። እኔ በግሌ ፍየሎቹን ሳያቸው የገጠር ሰላም የአየር ንብረቱ ውበትና ያ የልጅነት ናፍቆት ነው የምሰማኝ እኔ አስበው አንዳንዴ ከተማ ውስጥ የፍየሎች ለገበያ ስንዱ ታያለህ ለመሸጥ ማለት ነው። ግን ያኔን የፍየል ድምጽ ስትሰማ በቃ በዓል እየደረሰ እንደሆነ ትረዳለህ በእንደህ አይነት ወቅት ስለሆነ እንደዚህ ሚያደርገው ማለት ነው። ፍየሎች ከሰው ጋር የመለማመድና የመግባባት ችሎታቸው ምን በጣም የሚገርም ነው። ተጠባቃቸውን ለይተው ያውቃሉ ስጠራቸውም ይሰማሉ መቶ በአንተ ላይ ስትሻሹም ታያለህ አጠገብ መቶ ቆመውም ማለት ነው። በአንተ ላይ እግራቸውን ወይም ጭንቅላታቸውን ለማሳረፍ አያመነቱም። ስታጫውታቸው ይጫወታሉ ስዘሉ ምናምን ነገር ለመደባደብ ሁላ ጥረት ያደርጋሉ እና ያ በጣም ልዩ ችሎታ እንዳላቸው ከሰው ጋር የመግባባት አቅም እንዳላችሁ የሚያሳይ ነገር ነው። በአጠቃላይ ያው ፍየል ለኔ የጥንካሬና የነጻነት ምልክት ነው ብዬ ነው ማስበው። የትም ቤቷ መኖር መቻላቸውና ያ ባህሪያቸው ሁልጊዜም የሚያስደንቅ መሆኑ በጣም ልብ የሚነካ ነው። ስለዚህ ፍየል አይቻለሁ አውቃለሁ እንዲሁም በባህሪያቸው በጣም እዝናናለሁ።

ሹራብ መስራት ትወዳለህ? ይሄ የሹራብ ስራ ብዙን ጊዜ። እናቶች ናቸው። የምችሉት በፊት ላይ በነበረኝ እያየሁ ካደግኩት አንፃር። እናቶች ናቸው በስፋት ሲያደርጉት የነበረው ማለት ነው። እና ከየት እንዳመጡት ራሱ ጥበቡን በጣም ግርምይለኛል። ያችን ግርጽ አውጥተው ጥጥ ፈትለው እነዛን ነገሮች ለማድረግ። ጥበቡን ከየት እንዳመጡት ራሱ በጣም ግርም ነው የምለኝ። ምክንያቱም የእጅ ጥበብን ትዕግስትን እና ትኩረትን የሚዳስስ ነገር ነው የሚጠይቅ ነገር ነው። እነዚህ እና ሹራብመስፋት ወይም መጎንጎን ረጅም ጊዜ የሚፈጅ ስራ ጭምር ስለሆነ ያንን ሁሉ። ችለው ተቋቁመው እንዴት መስራት እንደቻሉ በጣም ነበር ግርም የሚለኝ እና ያንን ነው ማስታወስ እወዳለሁ። ወደ ራስህ ስመጣ ሹራብ መስፋት ትችላለህ? ተብዬ ብትጠይቅ እውነቱን ለመናገር እኔ በሙያ ደረጃ ሹራ መስፋት የምችል አይነት ሰው አይደለሁም። ግን ሙያው የሚጠይቀውን ትዕግስትና ጥበብ በጣም አደንቃለሁ። በሙያ ውስጥ ያለው ሰው አይደል አይደል ባልሆነም ማለት ነው። ፍርሃት መስፋት የሆነ ዝም ብሎ ክርና መርፌ ማጋጨት ብቻ አይመስለኝም እንደዛ አይደለም። አንድን ነገር ከመጀመሪያው እስከመጨረሻው ያው በፍቅር የመገንባት ሂደት ነው ብዬ ነው የማምነው ማለት ነው። እንግዲህ ሹራብ ሲሰሰፋ ማየት በራሱ ለአእምሮ እረፍት የምሰጥ ነገር ብዬ ነው የማስበው። እኔ ያ የሱፍ ክር በቀጫጭን መርፌዎች መሃል እያለፈ ቀስ በቀስ ቅርጽ ይዞ ሲወጣ ይሄን ማየት በጣም የሚያስገርም ነገር ነው። ምክንያቱም ትልቅ ትዕግስት ነው የምጠይቀው ጊዜ የሚፈልግ ነገር ስለሆነ ማለት ነው። አንድ ሙሉ ሹራብ ሰርቶ ለመጨረስ። ስንት ሺህ ጊዜ መርፌው መመላለስ እንዳለበት ስታስበው በቃ ሰሪው ለዛ ስራ ያለውን ትኩረት ትረዳለህ አስብ። እኔ በግልህ በቤተሰብ ውስጥ ሹራብ የምሰፋ ሰው ካለ አጠገባቸው ቁጭ ብዬ ያንን ሂደት መመልከት ደስ ይለኛል። በተለይ ከእናቶች የሚያደርጉትን ጥረት ማለት ነው። እንደው ድሮ እናቶቻችን ወይም አያቶቻችን ቁጭ ብሎ ሽራብ ሲሰፉ የነሱ ያሳለፉት የነበረው ሁኔታ በጣም ትዝ ይለኛል። የክሩ መዓዛ የመርፎዎቹ ክሊክ ክሊክየሚል ደምፅ በቃ ቤት ውስጥ ሰላማዊ ድባብ ይፈጥር ነበር። በተለይ ለምትወደው ሰው ተብሎ በፍቅር የምትሰራ የምትሰፋ ሹራር ከሚገዛው በላይ ሙቀትና ትርጉም አለው በቃ ልዩ ስሜት የሚፈጥር ነገር ነው። ማንም ሰው እንደዚህ እንደዚህ ሊያደርጉ አይችልም። እና በአንድ ወቅት ምን ሆነ እኔም ለመልመድ ሞክሬ ነበር እና ያንን ሚዛን ጠብቆ መስፋቱ በጣም ካሰብኩት በላይ ነበር ፈታኝ ሆኖ ያገኘሁት እና ይሄን ስራ አግዝኝ ብላ ነበር እናቴ። እዚህ ለማገዝ መጀመሪያ በደንብ ማየት ነበረብኝ ለረጅም ሰዓት ቁጭ ብሎ ማየት ነበረብኝ እና በጣም ፈታኝ ሆኖ ነበር። ያኔ ያገኘሁት አያቴን ጥሪ አክብሬ ቦታው ላይ ተገኝቼ ለመስፋት ማለት ነው የእናቴንም እንደዛው። አሁን አሁን ግን ብዙ ነገሮች በፋብሪካ ስለሚመረቱ ያው በእጅን የሚሰፋ ሹራቦች ውድና ብርቅ እየሆኑ መጥተዋል አሁን ላይ። ያው ጋቢ የመሳሰሉ ነገሮች ናቸው የሚሰሩት በአሁን ጊዜ እና እነሱም ውድ ናቸው። ያው ሆኖም በእጅ የተሰፋ ሹራብ ያለው ጥራትና ውበት በምንም አይተካም። ፋብሪካ ከምትሰሩት ነገሮች ባሻገር ማለት ነው። የክሩ አይነት ምርጫ ቀለሙን ማዛመድና ዲዛይኑን ማውጣት ትልቅ የፈጠራ ስራ ነው። እንግዲህ አስቤን ሁሉ የክራ አይነት የተለያየ ቀለሞችን እነዚህን ተጠቅሞ ነው የሚሰፉት እና ይሄ በጣም። ትልቅ የፈጠራ ስራ የሚጠይቅ ነገር ነው እንደዛ ነው የሚሰማኝ እኔ። ሹራብ መስፋት የምችል ሰው ለኔ ትልቅ ባለሙያና ታጋሽ ሰው ነው ብዬ ነው የማስበው ነው ጥበብ የሚጠይቅ ነገር ስለሆነ ትዕግስት የሚጠይቅ ነገር ስለሆነ። አንዳንዴ ሹራብ መስፋት እንደ ማሰላሰያም ጭምር ያገለግላል ይባላል በስራው ላይ ብቻ ትኩረት አድርገህ ሌላውን አለም ስለምትረሳው ጭንቀትን ለመቀነስ ይረዳል ይባላል። እኔም ወደፊት ጊዜ ካገኘው ቢያንስ ለራሴ የምለብሰውን ቀለል ያለ የሰው ሹራብ መስፋት ብችል በጣም ደስ ይለኛል። ይሄ አንድ ግቤ ነው። እንደማሳካውም አልጠራጠርም። ሞቃት ወፈር ያለ የተለያየ መልክ ያለው ጠንካራ የሆነ ሱፍ ለመስፋት ሹራብ ለመስፋት ጥረት አደርጋለሁ። ሹራብ መስፋት የጥበብ እና የጥንካሬ መገለጫ ነው ብዬ ስለማምን። የሰውን ልጅ የማሰብ እና የመፍጠር ችሎታ ከሚያሳዩት ትንንሽ ግን ጥልቅ ነገሮች አንዱ ነው ብዬ ነው። የምረዳው።

መዝገቦች ያው ፋይሎችን የተለያዩ ነገሮችን ለመያዝ የሚያገለግሉ ነገሮች ናቸው። እኔም ከማስመቀመጥ ጋር ተያይዞ ብዙዎች ያላቸው ነገር በጣም ስለሚያስገርመኝ ከመዝገብ ጋር የተያያዘ ልዩ የሆነ ችሎታ አለኝ። ብዬ ነው የማስበው እኔ እንደ እኔ ማለት ነው። እና መዝገብ ለእለት ተእለት ሰዎች የሚያደርጉት ነገር ስለሆነ የሥርዓተ አማነትን ታሪክ እና ኃላፊነትን የሚዳስስ ነገር ነው ብዬ ነው የማየ ማስበው ማለት ነው። መዝገቦች መያዝ ያው ያለፈውን ታሪክ ለማስታወስ እና ለወደፊቱም ለማቀድ ስለሚረዳ። ብዙዎች ይሄኛውን ነገር ማድረግ እንደውም ልማዳቸው የሆነ ይመስለኛል። መዝገብ መያዝ ትላንትን እንደ ለነገ የማስተላለፍ መንገድ ነው ዛሬህንም ትላንትህንም ለነገ ቀርጸህ የምታስቀምጥበት የምታስተላልፍበት መንገድ ነው ብዬ ነው የማስበው። እና እኔ አዎ ብዬ ነው መመለስ የምችለው መዝገብ መያዝ ለኔ የህይወት መመሪያዬ ነው ብዬ ነው የማስበው። መዝገብ ማለት ዝም ብሎ ወረቀት ወይም ፋይል አይደለም። መዝገብ ማለት የታሪካችን የስራችን እና የእድገታችን ምስክር ነው ብዬ ነው የማስበው። እኔ እነዛ በፊት የተቀመጡ መዝገቦች ናቸው ታሪኮች ናቸው ለዛሬ ላይ ኋላችንን እንድናውቅ ወደፊታችን እንድንናገር የሚያደርጉን መዝገብ የሌለው ሰው መድረሻውን ለማወቅ ይቸገራል ብዬ አምናለሁ። ስላላስቀመጠው ያንን ነገር ማለት ነው ተራ ዝም ብሎ የዘፈቀደ ጉዞ ነው የሚሆንበት። እኔ መዝገቦችን የምይዘው በሁለት መንገድ ነው። አንደኛው በወረቀት ላይ የሚሰፈሩ መዝገቦችን እይዛቸዋለሁ ለምሳሌ ጠቃሚ የሆኑ የውል ሰነዶች የትምህርት ማስረጃዎች እና የቤተሰብ ታሪኮች እነዚህ በወረቀት ላይ የማሰፍራቸው ናቸው። በስርዓት ፋይል አድርጎ እነዚህን ነገሮች ማስቀመጥ አስፈላጊ በሆኑ ጊዜያት ያለምንም ጭንቀት እንድናገኛቸው ስለሚረዳን ጭምር ማለት ነው። እዚህ የሆነ ማስረጃ ፈልገህ በደቂቃዎች ውስጥ ስታገኘው ትልቅ የምስ የመረጋጋት ስሜት ይሰማሃል። እናም ይህ ስሜት በጣም ጥልቅ ነው እንድትወደው ያደርጋል ሥርዓታማነትን ይበልጥ እንድትወደውና እንድታደንቀው ያደርጋል። ሁለተኛው ደግሞ የዘመኑ የዲጂታል መዝገብ አያያዝ ነው። አሁን ላይ ቴክኖሎጂ ነገሮችን ስላቀለለልን ፎቶዎችን ቪዲዮዎችን እና ጠቃሚ ፋይሎችን በስልካችን ወይም በኮምፒውተራችን ውስጥ መመዝገብ እንችላለን በቀላሉ ማስቀመጥ። እነዚህ ነገሮች ማድረግ እንችላለን እኔ በየቀኑ ያከናወንኳቸውን ሥራዎችንና ያወጣኋቸውን ወጪዎች መመዝገብ ስለምወድ ይሄ መዝገብ በሳምንቱ መጨረሻ ላይ ምን ሰራሁ ምንስ ጎደለኝ ብዬ ራሴን ለመገምገምም ስለሚረዳኝ ማስቀመጥ እወዳለሁ። ስለዚህ እለት ተእለት ያደረኳቸውን ነገሮች መዝግቤ የምይዝበት አንዱ መንገድ ነው ማለት ነው። ለእኔ ድሮ ምን ትዝ ይለኛል አያቶቻችን ትልልቅ መዝገቦች ይይዙ ነበረ የቤተሰብ ልደት የሰርግ ቀን አልፎ ተርፎም የዝናብ ሁኔታን የሚመዘግቡበት ትልልቅ መዝገቦች ነበራቸው። ያ መዝገብ ዛሬ ላይ ተገልጦ ሲታይ ትልቅ ትምህርት ይሰጣል። መዝገብ ትውልድን ከትውልድ ያገናኛል ማለት ይቻላል እኔም ያንን ባህል ለማስቀጠል እየጣርኩኝ እገኛለሁ በአሁን ላይ ማለት ነው። ስለዚህ አያቶቻችን አሁን እንኳን ነገሮች እንዲህ ባልቀለሉበት ጊዜ በቀለም እና በወረቀት ላይ በቆዳ ላይ እየጻፉ እንጨት እየፈቀፈቁ የሚያስቀምጡ የነበሩት ያ ነገር በጣም የሚያስደንቅ ነበር። የእነሱ እንኳን እነሱ በዛን ጊዜ እንዲህ ማድረግ ከቻሉ ነገሮች ይበልጥ በቀላሉበት በዚህ ዘመን ደግሞ እኔም እነዛን ነገሮች ለማስቀጠል ጥረት ማድረጌ እጅግ አስፈላጊ ነው ተገቢ ነው ብዬ ነው የማምነው። እና ይሄን ለማስቀጠል እጥራለሁ። እርግጥ ነው ያው መዝገብ መያዝ ትዕግስትንና ጥንቃቄን የሚጠይቅ ነገር ነው። ወረቀቶች እንዳይበላሹ ድጅታል መዝገቦች ደግሞ ዲሊት እንዳይሆኑ መጠበቅ አለብህ የግድ ጥንቃቄ ማድረግ ያስፈልጋል። ግን ያ ጥንቃቄ ለወደፊት የሚሰጠው ጥቅም ከድካሙ የሚበልጥ ነው። አሁን ላይ ከምትደክመው ድካም የበለጠ ዋጋ አለው ብዬ ነው የማስበው። መዝገብ ያለው ሰው በማስረጃ ይናገራል በልበ ሙሉነትም ያንን ነገር ያራምዳል እንዲሁ ዝም ብሎ እንደመጣለት ወይም የተሰማውን ነገር አይደለም የሚናገረው ማለት ነው። ስለዚህ መዝገብ ማስቀመጥ ማለት ትላንትን አለመርሳትና ለነገ መዘጋጀት ነው ብዬ ነው እኔ የማምነው። እና እኔም አስፈላጊ ናቸው የምላቸውን መረጃዎች በሙሉ በስርዓት አስቀምጣቸዋለሁ። ምክንያቱም መረጃ የዘመኑ ትልቅ ሀብት ነው ብዬ ስለማምን እነዚህን ነገሮች አደርጋለሁ

ማዕድን ብዙ ሰዎች ይጠቀማሉ። ግን ግራ ነው እሚገባኝ ለሰውነት ጠቃሚ ይሆናሉ ብዬ የማስባቸው ብዙዎቹ አሉ። ሰዎች ግን ያንን ነገር ለምን እንደሚጠቀሙት ግራ ነው እሚገባኝ። እኔ ለምን አንዳንዴ ጥቅሙን ሳናውቅ መጠኑን ሳናውቅ ያንን ነገር መጠቀሙ ጉዳቱ ያመዝናል ብዬ ነው የማስበው ማለት ነው። ስለማዕድን ከተነሳ ትንሽ ነገር ቴክኒካዊ ሊመስል ይችላል። በእለት በእለት ቤታችን ውስጥ የምንጠቀማቸውን እንደ ጨው ውሃ ነገሮችን ያመለክታል። እና በዛ ላይ ትኩረት አድርገን እናያለን ማለት ነው። ስለማዕድን ስነሳ ማዕድን ትጠቀማለህ ተብዬ ቢጠየቅ ያው መጀመሪያ ለጥያቄው ግራ ሊያጋባ ይችላል። ነገር ግን በጥልቀት ስናስበው ሁላችንም በየቀኑ ማዕድናትን እንጠቀማለን። ፈለግንም አልፈለግንም አስበንም ይሁን አይሁን ማዕድናትን መጠቀማችን አይቀርም ሁላችንም ይሄንን እናደርጋለን አጋጣሚዎቹ ብዙ ናቸው። ለምሳሌ ያው ከምንጠጣው ውሃ ጀምሮ እስከምንለብሰው ጌጣጌጥ ድረስ ማዕድናት የህይወታችን ዋና አካል ናቸው። እንደዛ ብዬ ነው እኔ የማስበው ማለት ነው። እንግዲህ ያው እኔ በብዛት በየቀኑ የምጠቀመው ማዕድን ጨው ነው። ብዙዎቻችንም የምናደርገው ይሄኛው ነው ጨው ያው ለምግብ ጣዕም ብቻ ሳይሆን ለሰውነታችን ጤናም በጣም አስፈላጊ ነው ተብሎ ይታመናል። እና ከዚህ አንፃር ማዕድን በየቀኑ የምጠቀመው ነገር ነው። ለምሳሌ ያለጨው የሚሰራ ምግብ ምንም አይነት ጣዕም አይኖረውም። አይደለ ስለዚህ ሌላው ደግሞ ጣዕም ከሌለው ያን ነገር ከበላኸው አንደኛ ነገር እርካታ አታገኝም ደስ እያለህ አትበላም ውስጥህን ይረበሻል። ከዛ አንፃር ማለት ነው ሌላው ደግሞ የማዕድን ውሃ ነው። የማዕድን ውሃ ሙቀታማ በሆነ ቀናት ወይም ስፖርት ሰርቼ ስመጣ ሰውነቴን ያጣቸውን ማዕድናት ለመትካት የተፈጥሮ ማዕድን ያለበትን ውሃ መጠጣት ትልቅ እፎይታ ይሰጠኛል። ሰው ሰራሽ ከሆነ ማዕድናት በበለጠ ማለት ነው። እዚህ እነዚህ ነገሮች አደርጋለሁ ማለት ነው። በሌላ በኩል ደግሞ ማዕድናትን እንደ ውበት መጠበቂያ ወይም እንደ ጌጣጌጥም እንጠቀማቸዋለን። ለምሳሌ ብር ወይም ወርቅ እነዚህ እንደ ጌጣ ጌጥነትም የምንጠቀማቸው ናቸው ከምግብነት ባሻገር ማለት ነው። ለምሳሌ እኔ በግሌ ቀለል ያሉ የብር ጌጣጌጦችን ማድረግ ደስ ይለኛል። ብር ረጅም ጊዜ የሚቆይና ውበት ያለው ማዕድን ነው። በጣም ደስ የሚል ነገር አለው። ውድ የሆነበትን ምክንያት ይሄ ነው እና ትዝ ይለኛል። ድሮ እናቶቻችን ለየት ያለ በዓል ሲመጣ ትልልቅ የወርቅ ወይም የብር ጉትቻዎችን መስቀሎችን ሲያደርጉ የነበራቸው ግርማ ሞገስ በጣም ልዩ ነበረ። እነዛን ነገሮች ሲያዩ ሲያብለጨልጩ ጆሯቸው ላይ በተለይ ድቡልቡል ሆነው ቅርጽ ያላችሁ የሚያብረቀርቅ ቅርጽ ያላችሁ የኮከብ አይነት ቅርጽ ያላቸው በጣም ያበሩ ቢጫ ቀለም ያላቸው በጣም ደስ ይሉ ነበር። እና ትልቅ ሞገስ ይሰጣቸው ነበረ። ያው ማዕድናት ለሰው ልጆች ውበትን ክብርን ይሰጣሉ ብዬ ነው የማምነው። እኔ ይጨምራሉ የአንድን ሰው ክብር ሞገሱን ከፍ ያደርጉለታል። የሚገርመው ነገር ያው አሁንም የምንጠቀማቸው ዘመናዊ መሳሪያዎች በሙሉ በማድናት የተሰራ አይደሉም። ስልካችን ኮምፒውተራችን እንዲያውም መኪናችን ውስጥ ብዙ አይነት ብረታ ብረቶችና ማዕድናት አሉ። እንደነዚህ ያሉት በማዕድን የተሰሩ ናቸው። እነዚህ ሁሉ የተፈጥሮ ስጦታዎች ባይኖሩ ኖሮ ዛሬ ያለንበት ቴክኖሎጂ ፈጽመው ሊኖር አይችልም ብዬ ነበር እኔ የማምነው እንደዛ ነው የማምነው። ስለዚህ ማዕድን መጠቀም ማለት ዘመናዊነትን መጠቀም ማለትም ጭምር ነው እንደኔ ማለት ነው። አንዳንዴ ደግሞ ስለማዕድን ስናስብ ወደ አእምሯችን የሚመጣው ቁፋሮውና ድካሙ ነው። እነዛን ውድ ማዕድናት ከመደርስህ ለማውጣት የሚደረገው ጥረት በጣም የሚደነቅ ነው። እኔ በበኩሌ ለተፈጥሮ ሀብቶቻችን ትልቅ አኩብሮት አለኝ። ማዕድናትን በምንጠቀምበት ጊዜም በአግባቡና ለጥሩ ነገር መዋል እንዳለባቸው አምናለሁ። ማዕድን ዝም ብሎ ድንጋይ ወይም ብረት ማለት አይደለም። የህይወትን ቅመም የውበት ምንጭና የቴክኖሎጂ መሰረት ጭምር ነው። እዚህ እኔ በምግብ በውሃ በጌጣጌጦችና በቴክኖሎጂ መልክ ማዕድናትን በየቀኑ የምጠቀም ከሆነ ለእነዚህ ነገሮች ያለኝ ፍቅርም ማደግ አለበት አክብሮት

ማታ ከስራ በኋላ ምን ትሰራለህ? ተብሎ አንድ ሰው ቢጠየቅ የተለያየ ምላሽ ይሰጣል። ምክንያቱም ደክሞት ሚመጣ አለ። ብዙ አይነት ነገሮችን ስሰራ የዋለ ሰው በጣም ደክሞት ሊመጣ ይችላል። እና እንደየሰው ሚያደርገው ነገር በጣም የተለያየ ነገሮች ናቸው። ምክንያቱም ይሄ የግል ህይወትን እረፍትና ሚዛናዊነትን የሚነኩ ነገሮች ናቸው ማለት ነው። ስለዚ የድካም ስሜት ሊሰማው ይችላል። የቤት ውስጥ ሰላም ሁኔታ አለ የመዝናናት ቃና አለ ብዙ ነገሮች አሉ። እና አንድ ሰው ከስራ በኋላ ሚያደርገው እንቅስቃሴ የምሽት እረፍት ከስራው ሁካታ በኋላ ያለው ነገር እንደየግለሰቡ ሁኔታ ሚለያይ እንደሆነ ይሰማኛል እንደዛ ነው። ማምነው እኔ ወደ እኔ ስመጣ ማታ ከስራ በኋላ ምን ትሰራለህ? ለምለው ነገር ምላሽ ለመስጠት ያህል ያው ያለኝን ግዜ ለራሴ እረፍት እና ያው ለቤተሰቤ መስጠት እወዳለው የሚል ይሆናል። መልሴ ያው ቀኑን ሙሉ በስራ በስብሰባና በውጥረት ስላሳለፍኩኝ ምሽቱ እኔ ራሴን ማደሻ ጊዜ አድርጌ ነው የማስበው ማለት ነው። ልክ አንድ ሰው ራሱን የሚያድስበት ቀን ለይ ያወጣውን ያንን ጉልበት የሚመልስበት መንገድ ነው ብዬ ነው ማስበው። ምሽት ላይ እና ያው ከስራ እንደወጣው መጀመሪያ የሚያደርገው ነገር ቢኖር ያንን የከተማውን የትራፍክ መጨናነቅ አልፌ ቤት መግባት ነው። ከመቼ መቼ ቤት ደርሳለው ብዬ የምለው ነገር ያሳስበኛል። ቤት ገብቼ ደሞ ጫማዬን አውልቄ ልብሴን ቀይሬ ቀለል ያለ ልብስ ስለብስ ትልቅ ደስታ ይሰማኛል እፎይታ ይሰማኛል ኡፍ የማለት ያህል ስሜት ይሰማኛል ቤት ስደርስ ማለት ነው። የእለቱ ድካም ሁሉ እዛው ላይ የተገፈፈ ነው ሚመስለኝ በዛ ድምጽ ማለት ነው። ከዚያም ፊቴንና እግሬን በቀዝቃዛ ውሃ ታጥቤ ለጥቂት ደቂቃዎች ሶፋ ላይ ጋደም እላለው። ያቺ አምስት ደቂቃ ለኔ በጣም ውድ ናት። አእምሮዬን እረፍት የማሰጥባት ያቺ ደቂቃ በጣም ለኔ ውድናት። ከዚያ በኋላ ከቤተሰብ ጋር እራት መብላትና የእለቱን ውሎ መለዋወጥ እንጀምራለን። ቀኑ እንዴት ነበር እየተባባሉ ማውራት መሳቅና የገጠሙንን ገጠመኞች መከፋፈል እርስ በእርስ መጨዋወት። ይሄ በጣም ውድ የሆነ ልዩ የሆነ ትርጉም ያለው ነገር ነው። ለኔ የምሽት ራት ዝም ብሎ ምግብ መብላት ሳይሆን ከምንወዳቸው ሰዎች ጋር የምንገናኝበት ድልድይ ጭምር ነው። የእለት እለት ውሏችንን የቀን ውሏችንን እርስ በእርስ እንለዋወጥ። በጣም ትልቅ የሆነ ምንፈጥረው ትስስር አለ ፈጥሮ ስሜት አለ። ከራት በኋላ ደግሞ በብዛት መጽሐፍ ማንበብ ወይም ቀለል ያለ ፊልም ማየት እወዳለው። አንዳንዴ ደግሞ ሙዚቃ እያዳመጥኩኝ የነገውን የስራ እቅድን አወጣለው። ይሄን የማደርገው ጠዋት ስነሳ በጭንቀት እንዳይሆን ነው። ውጥረት ውስጥ ሆኜ ጠዋት መንቃት አልፈልግም። ምሽቱን በሰላም ካሳለፍኩት እንቅልፍም በሰላም ይወስደኛል ቆንጆ እንቅልፍ ማሳለፍ እፈልጋለው። ከዛ የዛን የዛሬውን ስራ ዛሬውኑ አጠናቅቄ ለነገ የመዘጋጀት የዘውትር ልማዴ ነው። እና በእለቱ ውስጥ ካስጨነቁኝ ነገሮች መካከል ትርፍ እንዲኖር አልፈልግም። ነገም እንደዛ እንዲዘዋወር አልፈልግም ስለዚ የዛሬውን ስራ ዛሬው መጨረስ የነገውም ለነገ መተው እንደዛ የተሻለ ይመስለኛል። እና ከዛ በኋላ እቅድ ከማውጣት ውጪ እራት ከተበላ በኋላ ለሌሎች ነገሮች ያንን ትዛ የቀረውንም ልጨርስ አሁን ማለት በጣም ከባድ ነው ሚሆነው። እርግጥ አንዳንድ ጊዜ ስራ በዝቶብኝ ማታም ላፕቶፔን ከፍቼ የምሰራባቸው ቀናቶች ነበሩ ከዚ በፊት። ያኔ ግን እንቅልፍ አይወስደኝም ነበረ። ጠዋትም ስነሳ ድካም ይሰማኝ ነበረ። በፊት ላይ ነበር እነዚ ነገሮች ይገጥሙኝ የነበሩት። አሁን ግን ስራን ስራ ቦታው ይቅር የሚለውን መመሪያ መከተል ጀምሬያለው ስራ እዛው ስራ ቦታ መተው የተሻለ እንደሆነ ለራሴ አሳምኛለው። ማታ ለራሴ የምሰጠው ጊዜ ለጤናዬም ሆነ ለስራ ውጤታማነት በጣም ወሳኝ እንደሆነ ተረድቻለው። ስለዚ ተኛ ተኛ ባይለኝ እንኳ እነዛ ትዝ ትዝ የሚሉኝ የስራ ሁኔታዎች ቢኖሩም እንኳ ወደኋላ ከመጎተት ራሴን ማሳመን እና እሱ ላይ መስራት እንዳለብኝ በሚገባ መገንዘብ ችያለው። በአጠቃላይ ማታ ከስራ በኋላ ያለኝን ጊዜ የሰላም የፍቅርና የእረፍት ጊዜ እንዲሆን እፈልጋለው። ያቺን ጊዜ ምንም እንዲሰማብኝ አልፈልግም። ራሴን አድሼ ለነገው አዲስ ቀን የምዘጋጅበት ልዩ ሰዓቴ ነው። ያቺ ምሽት ስለዚ ምሽቴን በጥበብና በእርጋታ ማሳለፍን በጣም እመርጣለው ማለት ነው።

ሙዚየም ብዙ ቅርሶቻችን የሚቀመጡበት ቦታም ጭምር ነው። እና ብዙን ጊዜ ብዙ ሰዎች እዛ ሄደው ብዙ የተለያዩ አይነት እውቀቶችን ሲያገኙ ያንን በተሞክሮ መልክ ሲያወሩ እሰማለሁ እንደ እኔ ማለት ነው። እና ያን ነገር ማድረግ ለብዙዎች እርካታ ይሰጣቸዋል ታሪካችን የኋላ ነገሮቻችን የምናስታውስበት ነው ብለው ያስባሉ። ስለ ታሪክ ስለ ቅርስ እና እውቀት የሚዳስስ ነው እዛ ሙዚየም ውስጥ የሚገኘው ነገሮች ማለት ነው። ሌላው ደግሞ ስለ ሙዚየም የሚነሳው ነገር እዛ ውስጥ ያለው ጸጥታ እና የሚታዩት ጥንታዊ ነገሮች ናቸው። እና ይሄንን ማሰብ ማንፀባረቅ ሰዎች ይፈልጋሉ እና የኋላ ታሪካችንን ማንነታችንን የምናስበው የምናስብበት ነው። የምናስታውስበት ነው ብለው ብዙዎች ያስባሉ ከሙዚየም ጋር ተያይዞ ያለው ሁኔታ ማለት ነው። እንግዲህ የራስህን እንድናገር ካልኩኝ የሙዚየም መሄድ ለኔ ልክ እንደ የጊዜ ጉዞ ብዬ ነው የማስበው ማለት ነው። እዚህ አንድ ሰው ሙዚየም መሄድ ትወዳለህ ብሎ ቢጠይቀኝ አዎ ብዬ መመለስ እችላለሁ ማለት ነው። የምወደው ነገር ነው ለምንድነው? ሙዚየም ዝም ብሎ አሮጌ እቃዎች የሚቀመጡበት ቤት ነው ብዬ አላምንም እኔ እንደዛ አይነት ቦታ አይደለም። ሙዚየም የሰው ልጅ ስልጣኔ የጥበብ እና የታሪክ መዝገብ ማለት ነው። እዚህ በአንድ ቤት ውስጥ የተቀመጠ የአንድ ሀገር የኋላ ታሪክ እና ስልጣኔ ብዙ ነገሮችን የሚዳስስ መዝገብ እንደሆነ ነው። የማስበው እኔ እንግዲህ ሙዚየም ውስጥ ስትገባ መጀመሪያ የሚሰማህ ያ ልዩ ጸጥታ ነው። ጸጥ ረጭ ያለ ነገር ይሰማል ያ ጸጥታ በራሱ ትልቅ ታሪክ የሚናገር ይመስላል። ከውጭ ያለውን የከተማው ኪቢያ ትተህ ወደ ውስጥ ስትገባ ከብዙ ሺህ አመታት በፊት የነበሩ ሰዎች የተቀመጡባቸውን እቃዎች የለበሱትን ልብስ እና የፈጠሩትን ጥበብ ስታይ በጣም ትደመማለህ ይሄ አስደናቂ ነገር ሆኖ ታገኘዋለህ። እኔ በተለይ የኢትዮጵያ ብሄራዊ ሙዚየም መሄድ በጣም ደስ ይለኛል። እዛ ሄጄ ሉሲን ወይም ድንቅ ነሽን ስመለከት የሰው ልጅ አመጣጥና ያሳለፈው ረጅም ዘመን በአንዴ ነው የሚታየኝ እና እንደዛን ጥንታዊ ነገሮች የአንዲትን ሀገር ታሪክ የኋላ ሂደት የአንዳንድ ነገሮችን መነሻ የመሳሰሉ ነገሮችን ይበልጥ እንድቃኝ እንድጎበኝ ያደርገኛል ማለት ነው። ምንድነው? ትዝ የሚለኝ መጀመሪያ ሙዚየም የጎበኘሁበት ቀን በትምህርት ቤት የጉብኝት ነበር እንደዛ አብረን ነበር የሄድነው ከብዙ ተማሪዎች ጋር ማለት ነው። ያኔ ጥንታዊ የነገስታት ልብሶችን እና የጦር መሳሪያዎችን ስመለከት የነበረኝ መገረም ዛሬም ድረስ ይታወሰኛል። ግርም ነው የሚለኝ። ይሄን ሁሉ ዘመን እንዴት ተጠበቁ ብዬ አስብ ነበር እንዴት ሊቆዩ ቻሉ እስከዛሬ እንዴት ሊደርሱ ቻሉ ብዬ አስብ ነበር። እና በጣም አስገርሞኝ ነበር አሁን ደግሞ ሲሄድ ይበልጥ የማየው ጥበቡንና ከእያንዳንዱ ቅርስ ጀርባ ያለውን ታሪክ ነው። ሙዚየም ማንነታችንን እንድንረዳና ለሀገራችን ያለን ክብር እንዲጨምር የሚያደርግ ነገር እንደሆነ ነው የማስበው እኔ። በሙዚየም ውስጥ የሚታዩት ስዕሎች ቅርጻ ቅርጾች እና የብራና መጽሐፍት የጥንቶቹን ሰዎች ብልሃት ያሳያሉ። ያለምንም ዘመናዊ መሳሪያ ያንን ሁሉ ድንቅ ስራ መስራታቸው እንዴት ያስገርማል ብዬ አስባለሁ በጣም እንዲደነቅ ያደርገኛል እንዲህ እንዲህ ማድረጋቸው በራሱ ማለት ነው። በጣም ነው የሚገርም አድናቆትን የሚጨምር ነገር ነው። እሱ ነገር አሁን ደግሞ ሲሄድ ይበልጥ የማየው ጥበቡንና ከየአንዳንዱ ቅርስ ጀርባ ያለውን ታሪክ ነው። ሙዚየም ማንነታችንን እንድንረዳና ለሀገራችን ያለን ክብር እንድጨምር ያደርጋል ብዬ አምናለሁ። በሙዚየም ውስጥ የሚታዩት ስዕሎች ቅርጻ ቅርጾችና የብራና መጽሐፍቶችም ጭምር ማለት ነው። ያ ሁሉ ነገር እንዴት እንዲህ ሊሆን እንደቻለ በጣም ያስገርመኛል። እና እኔ ሙዚየም ውስጥ ሲሆን ስልኬን አጥፍቼ በዝግታ መጓዝን ነው የምመርጠው ከእያንዳንዱ ቅርስ ጋር በሀሳብ ማውራት በጣም ደስ ይለኛል። ይሄን እቃ የተጠቀመው ሰው ምን አይነት ህይወት ነበረው ብዬ ራሴን እጠይቃለሁ። እርግጥ ነው። አንዳንድ ሰዎች ሙዚየማ አሰልቺ ሊመስላቸው ይችላል። ጭር ያለም ምናምን ስለሆነ ማለት ነው። ለኔ ግን ሙዚየም ታላቅ ትምህርት ቤት ነው ብዬ ነው የማስበው። ካለፈው ታሪካችን ካልተማረን ለወደፊቱ መዘጋጀት አንችልም ብዬ አምናለሁ። ስለዚህ ሙዚየም መሄድ በጣም እወዳለሁ እንዲያውም በሄድኩበት ሀገር እና ከተማ ሁሉ መጀመሪያ ሙዚየምን መጎብኘትን ልማድ አድርጌያለሁ እና እንደ እኔ ማለት ነው።

ስማርት ፎን ወይም ስማርት ፎን በአሁን ጊዜ የማይጠቀም ሰው አለ ብሎ ለመናገር በጣም ከባድ ነው። ለምን ገጠር ላይ እንኳን ያሉት ሰዎች ይሄን ስልክ ሲጠቀሙ እያየን ነው። በአሁን ጊዜ ማለት ነው። እና ስማርት ፎን በአሁን ጊዜ ብዙ ነገሮቹ ከቴክኖሎጂ ጋር ከግንኙነት እና የለት ተለት ኑሮ ጋር የሚዳስስ ነገሮች በመሆናቸው ሁለገብ መሳሪያዎች እየሆኑ መጥተዋል። በአሁን ጊዜ ማለት ነው ስለምናከናውናቸው ተግባራት እና ቅልጥፍና የመሳሰሉ ነገሮችን የሚዳስስ ርዕስ ሆኖ ተገኝቷል በአሁን ጊዜ ማለት ነው። በሚገባ ነው ስማርትፎንን የምጠቀመው ስማርትፎንማ አሁን ላይ ተንቀሳቃሽ ቢሮዬና የመረጃ ምንጬ ነው ማለት ይቻላል። አሁን ጊዜ እንደኔ ማለት ነው ስማርት ፎን ዝም ብሎ ስልክ ሳይሆን አለምን በአንድ ቁልፍ የምናገኝበት ድንቅ የቴክኖሎጂ ውጤት ነው ብዬ ነው የማምነው። እኔ እዚህ ስማርት ፎን በአሁን ጊዜ ለሰው ልጆች መንቀሳቀሻ እስትንፋሳቸው ጭምር እየሆነ እንደሆነ ይሰማኛል። እንግዲህ ስማርት ፎንን ለእኔ በጣም ብዙ ትርጉም እንዳለው አንድ ልዩ ነገር አድርጌ ነው መግለጽ የምወደው። መጀመሪያ ግንኙነትን በጣም አቅልሎልኛል ከሰዎች ጋር ያለኝን ግንኙነት እጅግ አቅልሎልኛል በየትኛውም የአለም ጥግ ካሉ ጓደኞቻችንን እና ቤተሰቦቻችን ጋር በቪዲዮ በድምጽ ወይም በጽሁፍ በሰከንዶች ውስጥ መገናኘት እንችላለን። ርቀት የሚባለው ነገር አሁን ላይ ትርጉም አጥቷል። በጣም የሚያስደንቅ መልኩ ማለት ነው። ሌላው ደግሞ መረጃ ማግኘት ነው። የሆነ ነገር ግራ ሲገባኝ ወይም አዲስ እውቀት ስፈልግ ጉግል አድርጌ ወዲያው መልሱን አገኛለሁ። ስማርት ፎን ለኔ ሁል ጊዜ አብሮኝ ያለ አስተማሪ ነው ማለት እችላለሁ። ስለዚህ ምንም አይነት ውጥረትም ሆነ ምንም አይነት ጥር ቅር የሚያሰኝ ነገር በአእምሮዬ ውስጥ ቢፈለግና ቢፈጠርና መልስ ለማግኘት ብፈልግ ወዲያው ስማርትፎኔን ከኪሴ አወጥቼ ለዛ ነገር የሚያስፈልገኝ ነገር ወዲያው ስፈልግበት መልስ ይሰጠኛል እና ያ እፎይታ ይሰጣል ማለት ነው። ወይም እንደኔ አይነት ህይወት እያሳለፉ ያሉ ሰዎችን እንዳገኝና ከነሱ ተመክሮ እንዲማር ያደርገኛል። ስለዚህ ለኛ ድሮ ስልኮችን ለመደወል እና ሜሴጅ ለመላክ ብቻ ያገለግሉ የነበሩበት ጊዜ አለ። በቃ የምትደውላለህ ወይ ሜሴጅ ትልካለህ በቃ ይሄ ነበር ይሰጠው የነበሩት። አገልግሎት ያኔ ፎቶ ለማንሳት ካሜራ ሙዚቃ ለማዳመጥ ሬድዮ ወይም ኤምፒስሪ ብቻ ነበር። ለብቻ መያዝ ነበረብን እነዚህን ነገሮች ለማድረግ ማለት ነው። ሶስቱንም አሁን ግን ሁሉንም ነገር በአንድ ስልክ ውስጥ አግኝተነዋል። በስልኬ ፎቶ አነሳለሁ። በስማርት ስልኬ ቪዲዮ ቀርጻለሁ። በስማርት ስልኬ ባንክ ሳልሄድ ገንዘብ ማስተላለፍ እችላለሁ። እንዲያውም መጽሐፍ የማነበውና ዜና የሚከታተለውም በዚህ ስማርትፎን ነው። በጣም ነው የሚገርመው ይሄ ቅልጥፍና ህይወታችንን ምን ያህል እንደቀየረው ስታስብ በጣም ያስገርመኛል። በቃ ድንቅ ነው የሚለኝ እና ከዚህ አንፃር ስማርት ፎን በአሁን ጊዜ የማይጠቀም ሰው እኔ እኔ እንጃ ያለ አይመስለኝም። እርግጥ ነው ስማርት ፎን የራሱ የሆኑ ፈተናዎች አሉት። አንዳንዴ በማህበራዊ ሚዲያ ላይ ለረጅም ሰዓት አባክነን ራሳችንን ልናገኘው እንችላለን ስማርት ፎናችንን ተጠቅመን ማለት ነው። ወይም ደግሞ ከአጠገባችን ካሉ ሰዎች ይልቅ ስልካችን ላይ የምናሳልፈው ጊዜ ይበልጥ ይሆናል። ለዛ ነው እኔ ስልኬን በቁጥጥር ለመጠቀም የሚሞከረው በቃ ጊዜ ገደብ እበጅቼ ነገሮችን መስመር አስይዤ እንደዛ ሲሆን ነው ደስ የሚለው። እና በጣም በትልቅ ቁጥጥር ነው ለመጠቅም የሚሞክረው። ለስራና ለጠቃሚ መረጃዎች ቅድሚያ እሰጣለሁ። ግን ደግሞ ያው ከሰዎች ጋር ሲሆን ስልክህን ዘግቼ ትኩረቴን ለነሱም መስጠት እፈልጋለሁ ከዛ አይበልጥብኝም ማለት ነው። ከእነሱ ሰዎች እንዳያጠቡብኝ የዘመናዊውን የሰው ጋር ያለኝን ግንኙነት ስማርት ፎን ለኔ እንደረዳት ነው። ለምሳሌ ጠዋት አላርም ይሞላልኛል። ከዛ የቀጠሮዬን ሰዓት ያስታውሰኛል እንዲያውም የምሄድበት መንገድ ሲጠፋኝ ማፕ አሳይቶ ይመራኛል። ስማርት ፎን ከሌለኝ የሆነ ነገር እንደጎደለኝ ነው አሁን ላይ የሚሰማኝ እና አንደዚህ አይነት ስሜት አንፀባርቃለሁ። ቴክኖሎጂው በየቀኑ እያደገ መምጣቱ እኔ ጌም ምን አይነት አዲስ ነገር እናያለን የሚልም ጉጉትም ይፈጥርብኛል። በአጠቃላይ ስማርት ፎን በአግባቡ ለተጠቀመበት ሰው ትልቅ ሀብት ነው። ህይወትን ቀላል ፈጣንና ረጋጋ ያደርጋታል። ስማርት ፎን በየቀኑ መጠቀም ቴክኖሎጂውን በጣም

የስልክ ምርጫዬ እንደየ የግል ፍላጎት ጋርም የሚከናይ ነገር ነው። እዚህ አንድ ሰው ስለ ዲዛይኑ ስለ ካሜራው ጥራት ወይም ስለ ፍጥነቱ ይህንን መሰረት ያደረገ ምርጫዎችን ያደርጋል ብዙ አይነት ስልክ ስልኮች ስላሉ ማለት ነው ስለዚህ የሚታዩት እነዛን ነገሮች መሰረት በማድረግ ስለ ስልክ ምርጫዬን ላወራ እፈልጋለሁ። የስልኬ ምርጫ በጥራትና በቅልጥፍና መሃል ያለውን መሰረት ያደረገ ነው እዚህ የእሱን መሰረት ያደረገ ነው የኔ ምርጫ። ምን አይነት ስልክ ትጠቀማለህ ለምለው ጥያቄ? እኔ ስልክ ስመርጥ በዋነኝነት የማየው የምርጥ ስሙን ወይም ብራንድ ብቻ ሳይሆን ስልኩ ለኔ የምሰጠውንም ጥቅም ጨመርነው እዚህ አንዳንዴ ስለተጋነነ የብቻ ወይም አንድ ብርሃን በሚገባ በደንብ በስፋት ስለተወራ ብቻ ይሆነኛል ማለት አይደለም እዚህ የሚሰጠውን ጥቅም ጭምር ነው የማየው ማለት ነው። አሁን ላይ የሚጠቀመው ስልክ ስማርት ፎን ሲሆን በብዛት ለስራዬና ለመዝናኛዬ እንድመች አድርጌ ነው የመረጥኩት ከዚህ ጋር የተገናኘ ነው ስራዬን ለማቀላጠፍ የምረዳኝን እና በደንብ ደግሞ ያዝናናኛል ብዬ ለማዝናናት የሚሆን አይነት ምርጫ ያላቸውን ስልኮች ነው የመረጥኩት ማለት ነው። ስልክ ስገዛ መጀመሪያ የሚመለከተው የባትሪውን ጥንካሬ ነው ምክንያቱም ቀኑን ሙሉ በስራ ላይ ስለሚሆን ስልኬ በየሰአቱ ቻርጅ መፈለግ የለበትም። ስለዚህ ጠዋት ሞልቼው ወጥቼ እስከ ማታ ድረስ ያለ ስጋት ሊያገለግለኝ ይገባል እንደፈለኩት ተጠቂሚው ማለት ነው። እዚህ አንዳንድ ስልኮች በየሰአቱ ቻርጅ ማድረግ የሚጠይቁ አሉ ወይም የተወሰነ ስራ ብቻ እንደሰራ ባትሪው ጭጭ የሚል ስልክ አለ እሱ ስልክ ስጋት ነው የሚሆነው ማለት ነው ለስራዬ አደጋ ነው የሚሆነው እሱን ቻርጅ የማደርግበትን ሰዓት ስራዬን ልለቅ ነው ማለት ነው ስራዬን ሊተው ነው ማለት ነው ስለዚህ እንደዛ እንዲሆን አልፈልግም። ስለዚህ እነዚህን ነገሮች ታሳቢ ያደረገ ስልክ ለመጠቀም ጥረት አደርጋለሁኝ ማለት ነው ወይም ለመግዛት እሞክራለሁ እዚህ መካከል ያለውን ማለት ነው። እኔ የትዝታዎችን በፎቶና በቪዲዮ ማስቀረት ደስ ይለኛል አጋጣሚ ተፈጥሮ ያ ነገር በፎቶ ወይም በቪዲዮ ቢቀመጥልኝ በጣም በጣም እመርጣለሁ እንደዚህ አይነት ሰው ነኝ። እና ስለዚህ ጥራት ያለው ምስል የሚያነሳ ፎቶ የሚያነሳ ስልክ እንዲኖረኝ ነው የሚፈልገው ማለት ነው ስለዚህ ይሄኛውም ሁለተኛ ትልቅ ቦታ የምሰጠው የስልክ ማስፈርት ነው ማለት ነው። መጀመሪያ የያዝኩት ስልክ ጥቁርና ነጭ ስክሪን እንደነበረው ትዝ ይለኛል ያኔ ያ ስልክ ኢባብ ጨዋታ ነበረው እና ሌላው መደዌያ ብቻ ነው የነበረው እዚህ የእባብ ጨዋታ እና መደወያ ብቻ ነበር የነበረው ዛሬ ግን የምጠቀመው ስልክ ልክ እንደ ትንሽ ኮምፒውተር ነው ልለው እችላለሁ ኢንተርኔት እጠቀማለሁ ኢሜሌን አነባለሁ እንደውም ቪዲዮዎችን እያቀናበርኩ ለጓደኞቼ እልካለሁ በሱ ማለት ነው። እዚህ የስክሪኑ ጥራትና ኒኪኪው ያለው ቅልጥፍና ቴክኖሎጂ የደረሰበትን ደረጃ በጣም እንዳደንቆ ያደርገኛል ስለዚህ አሁን ላይ ለስራዬም ለተለያዩ ነገሮች ቀልጠፍ ያለ ስልክ መምረጥን ነው እኔ የምወደው ማለት ነው። አንዳንዴ ሰዎች አይፎን ወይ ሳምሰንግ ብሎ ስከራከሩ እሰማለሁ ለኔ ግን ዋናው ነገር የስልኩ የኦፕሬቲንግ ሲስተሙ ነው ለአጠቃቀም ቀላል መሆኑ ነው። እኔ የምጠቀመው ስልክ ብዙ ፋይሎችን አፕሊኬሽኖችን በአንድ ላይ ቢከፍት እንኳን የማይዘጋጅ አይነት ነው የሆነ አይዘጋም ቀጣይ አይልም ስለዚህ ስራ መሃል ስልኬ ፍጥነቱ ስቀንስ ማየት አልፈልግም ለዛ ነው እኔ ከስሙ ይልቅ ጥራት ላይ የማተኮርበት ምክንያት ይሄ ነው። እርግጥ ነው ስልኬን በጣም እወደዋለሁ። ግን ደግሞ የራሴን ደህንነትም እጠብቃለሁ ስልኬ እንዳይሰበር ከቨር እና ስክሪን ፕሮቴክተር እጠቀማለሁ እንዲሁም ስልኬ የኔ የግል መዝገብ ቤት ስለሆነ በጥንቃቄ መያዝ ይኖርብኛል ጠፍቶ መረጃዎቼ እንድባክን አልፈልግም። በመሆኑም የሚጠቀመው ስልክ የኔን ማንነትና ፍላጎት የሚወክል ነው። ፈጣን ጥራት ያለው

ባህላዊም ዘመናዊያም ብዙ አይነት ጫማዎች አሉ። ከእነዚህ መካከል በጣም እንደየሰውም እንደሚለያይ አቃለሁ የጫማ የፍላጎት ማለት ነው። የየሰው በጣም እንደሚለያይ አቃለሁ። ስለዚህ የትኛው ነው የኔ የሚለውን ለመወሰን ምን አይነት ጫማዎች እንዳሉ አካባቢዬ ላይ በደንብ ማየት ያስፈልጋል። ስለዚህ ምቾት ከምቾት ጋር ተያይዞ ከፋሽን ጋር ተያይዞ እንደዛ አይነት ጫማዎች እነዚህ ሁሉ ግን ግንዛቤ ውስጥ ማረጋቸው ናቸው። ለመግዛት ከመምረጤ በፊት ማለት ነው። እና ለምሳሌ ምን አለ ስታይሉ አለ ያው የእለት የእለት እንቅስቃሴ አለ ምን ምን ላይ ነገሮች ላይ ይውላል የምለው ማለት ነው። በእግሬ ላይ የሚፈጥረው ስሜት ለምሳሌ ምቾት ወይም ጥንካሬ አለ እነዚህን ነገሮችን ገንዘብ ያደረገ ነው። የኔ የጫማ ምርጫዬ ምቾትን ከውበት የሚያስቀድም ነው ምቾትን ከውበት ያስቀድማል። ምንም ጥያቄ የለውም ጫማ በጣም ግልጽ ነው እወዳለሁ። ምን አይነት ጫማም የሚመቸኝ ለእግሬ ምቾት የምሰጠኝን ጫማ ነው። የምወደው እኔ ስመርጥ ከዚህ ከዲዛይን ይውልቅ ጥራቱና ምቾቱ ይበልጥ ያሳስበኛል ምክንያቱም እግሮቻችን ቀኑን ሙሉ ተሸክመው የሚዞሩት እኛን ነው ስለዚህ ጥሩ እንክብካቤ ይገባቸዋል ብዬ አስባለሁ ለእግሮቻችን ማለት ነው። እንግዲህ አብዛኛውን ጊዜ እኔ የምመርጠው ጫማ ምን አይነት ነው ቢባል ስኒከር ጫማዎችን ወይም የስፖርት አይነት ጫማዎችን ነው የምመርጠው። እነዚህ ጫማዎች ለረጅም ሰዓት በእግር ለመጓዝ እንዲሁም ታክሲ ውስጥ ለመውጣትና ለመውረድ እንዲሁም ለቀላል ስራዎች ጭምር ማለት ነው በጣም አመቺ ናቸው። ስኒከር ሳደርግ የሆነ የመቅለልና የመፍጠን ስሜት ይሰማኛል በተለይ ደግሞ ውስጡ ለስላሳ የሆነና አየር የሚያስገባ ጫማ ከሆነ ቀኑን ሙሉ ብትቆይበት እንኳን ድካም አይሰማም። ስለዚህ ስፖንጁ ማነው ሶሉ የስፖንጁ ይሁን በጣም ለስለስ ያለ ቢሆን እመርጣለሁ። ከላይ ደግሞ ትንሽ የወንፊት አይነት ቀዳዳዎች ብኖሩትና አየር የሚያስገባ ቢሆን ምቾት እሰጣለሁ አይወብቅም አያቃጥልም እግሬ አይታፈንም የቱንም ያህል ፀሀይ ላይ የቱንም ያህል ረጅም ጉዞ ቢሆን። ምንም አይነት ስሜት አይሰማህም እዚህ እግር ላይ ለእግሬ ምቾት ከእግሬም ደግሞ አልፎ ለሰውን ለመላ ሰውነተ ቀለል ያለ ስሜት ስለምሰጠኝ ስኒከር ጫማዎች ደስ ይሉኛል እሱን እወዳለሁ። በአንድ ወቅት በጣም የሚያምር ግን እግሬን የሚቀጠቅጥ አይነት ጫማ በጣም የሚቆጠቁጥ አይነት ጫማ ገዝቼ ነበር። ምክንያቱም በውበት ስሳብ የጫማውን ጥበት ዘንግቼው ነበር ቆንጆ ጫማ ስለነበር ከለሩም ምኑም በጣም ያምር ስለነበር ቀለል ያለችም ስለነበር እሷን ገዝቼ ነበረ። ግን ያኔ ቀኑን ሙሉ ስራዬን በአግባቡ መስራት አቅቶኝ ነበር መቼ ቤት ገብቼ ጫማዬን አወልቃለሁ እያልኩ በጣም ስጨነቅ ነበር አልኩት ምቾቴን ስለነሳኝ ማለት ነው በጣም አስጨንቆኝ ስለነበር። ያ ቀን ትልቅ ትምህርት ሆኖኛል ለእኔ። ከዛ በኋላ ጫማ ስገዛ ቆሜ በመራመድና እግሬ በደንብ ማረፉን ለማረግ በማረጋገጥ ነው የምመርጠው ስለዚህ እንደዚህ ሳይሆን የትኛውንም ያህል ቆንጆ ቢሆን የትኛውንም የቱንም ያህል ቢያምር ያን ጫማ ላለማድረግ ቆረጥኩኝ ማለት ነው በራሴ ውሳኔ አደረኩኝ ማለት ነው። እንደዛ አይነት ነገር ገጥሞኝ ነበር ከዚህ በፊት ሌላው ደግሞ ለየት ያሉ ዝግጅቶች ወይም ስብሰባዎች ሲኖሩ ቆዳ የሆኑ ክላሲክ የሆኑ ጫማዎችን ማድረግ ይስለኛል። ጥቁር ወይም ቡናማ የቆዳ ጫማዎች ለሰው ልጅ የተከበረና ስርዓት ያለው መልክ ይሰጣሉ እንደዛ ነው የማስበው የቆዳ ጫማ ሲሆን ደግሞ ጥንካሬው አስተማማኝ ነው ለረጅም ጊዜ ስለሚቆይና በቀላሉ ስለማይበላሽ እንደ ጥሩ ኢንቨስትመንት ነው የማየው። እና ዝግጅት ስኖር የሆነ ፕሮግራም ስኖር እንደዛ አይነት ጫማዎችን ምመርጥ አይነት ሰው ነኝ። አንዳንዴ ደግሞ ቅዳሜና ኢሁድ ቤት ውስጥ ሲሆን ወይም ለቅርብ ርቀት ሱቅ ሲሄድ ቅልል ያሉ የላስቲክ ጫማወቼን ወይም ሸበት ማድረግ ደስ ይለኛል። ጫማ እንደ ቦታውና እንደ ሁኔታ ስለሚለያይ ማለት ነው ጊን ዋናው ነገር ጫማው እግሬን አለ ማስጨነቁ ነው። እግሬ ሰላም ካገኘህ አእምሮህ በራስህ በስራህ ላይ ለማተኮር ሰላም ይሰጣል ብዬ አስባለሁ። ጫማ ለኔ የጉዞየ አጋር ነው። ጫማ ጥሩ ቦታ ያደርሳል ብየ

ብዙ ሰው እንደየፍላጎቱ እንደየሰው የሚወደው እንስሳ ይለያያል። ምንም ጥያቄ የለውም። አንዳንዶቹን ከፍቅር ጋር ያገናኘዋል አንዳንዶቹን ደግሞ ከጓደኝነት ጋር ያገናኘዋል። እንዲሁም ደግሞ አንዳንዶቹ እንክብካቤን በተመለከተ ስሜት የሚሰጡ ናቸው ከዚህ ጋር የተገናኙ። ብዙ አይነት የእንስሳ አይነቶች አሉ። እና ስለ ቤት እንስሳ ስናወራ አውርተን አንጠግብም የምናገኘውም ትምህርት የርህራሄ የደስታ ስሜት እነዚህ ሁሉ ነገሮች ከቤት እንስሳቶቻችን ጋር የተገናኙ ናቸው። የኔ የቤት እንስሳት ታማኝ የህይወት አጋሮቼ ናቸው። እንደዛ ብዬ ነው የምወዳቸው የማስባቸው እና በጣም የምወደው የቤት እንስሳ ጥያቄ የምንም ያለምንም ጥያቄ ውሻ ነው። የኔ በጣም ከሚያስደስቱኝ የቤት እንስሣቶች መካከል ውሻ ነው። እውነት ነው ድመትም በእርግጥ የራሳቸው የሆነ ውበትና ኩራት አላቸው ደስ የሚል ነገር አላቸው። ብዙ ሰዎችም እሱንም የሚመርጡ አሉ ግን እኔ እንደኔ ውሻ ያለው ታማኝነትና የፍቅር አገላለጽ በምንም ይተካል ብዬ አላስብም። ውሻ ዝም ብሎ እንስሳ ሳይሆን የቤተሰብ አባልና እውነተኛ ጓደኛ ነው። ተብሎ ሊጠቀስ ይችላለህ እንደዛ ነው የማስበው። እንግዲህ ውሻ ለምንድነው የምወደው? አንደኛው ነገር ታማኝነቱ ነው። እስቲ አስበው ከስራ ደክሞህ ወደ ቤት ስትመለስ ጭራውን እያወዛወዘ በደስታ ተቀብሎህ ፍቅሩን ሲገልጽልህ በጣም ልዩ ስሜት ይፈጥራል። የእለቱ ድካሜ ሁሉ በቅጽበት ይረሳል። ውሾች ስሜታችንን የመረዳት ልዩ ተሰጥቶ አላቸው ብዬ አስባለሁ። ስታዝን አጠገብህ መጥተው በማረፍ አይዞህ የሚሉ ይመስላሉ። ያላቸው ቅርርብና ካንተ ጋር ያላቸው ትስስር ቀርበው ሲተሻሹ እነዚህ ሁሉ ነገሮች ያ ማለት ምንም ያለምንም ቅድመ ሁኔታ እነሱ የሚሰጡት ፍቅር ለሰው ልጅ ትልቅ ትምህርት ይሰጣል። ብዬ አስባለሁ ማሰብ የማይችል ልቦና የሌለው አንድ የቤት እንስሳ እንዲህ አይነት ርህራሄ እንዲህ አይነት ፍቅር እንዲህ አይነት እንክብካቤ ካስ ከገለጸልህ እንዲህ አይነት መረዳት ጥበብ ካለው ሰው ልጆች ከእሱ የማሰብ ችሎታ ያላቸው ከእሱ የተሻለ ምን ያህል ፍቅር ምን መግለጽን ሊማሩበት እንደሚችሉ መገመት አያደርግም። ይሄ በጣም ለሁሉም ቀለል ያለ ነገር ነው ምንድነው? ልጅ እያለሁ የነበረችኝ አንዲት ውሻ ትዝ ትለኛለች። ስሟን ስጠራት የምታሳየው ቅልጥፍናና አብረን የምናደርገው ሩጫ ዛሬም ትዝ ይለኛል አይኔን በትዝታ አይሞላዋል በዛ ትዝታ ውስጥ እንድመለስ ያደርገኛል። ውሻን መንከባከብ ራሱ ትልቅ ሃላፊነትን ያስተምራል ብዬ አስባለሁ። ለምሳሌ በሰአቱ መመገብ ንጽህናውን መጠበቅ አብሮ በእግር ጉዞ ማድረግ እነዚህ ሁሉ ነገሮች ለራስህም ለጤናህም በጣም ጠቃሚ ናቸው። እዚህ ውሻ ካለህ በቤቴ ውስጥ ሁል ጊዜም ህያውነትና ደስታ ይኖራል ማለት ነው። አንተንም ጭምር የማስተማር አንተንም ጭምር የመቅረጽ ሀይል አላቸው ብዬ ነው የማስበው እዚህ አንፃር አየዋለሁ። በሌላ በኩል ደግሞ ድመቶችን የሚወዱ ሰዎችንም አደንቃለሁ ምክንያቱም ድመቶችም የራሳቸው የሆነ ነጻነት እና እርጋታ አላቸው ቤት ውስጥ ዝም ብሎ ሲዘዋወሩ ወይም ተኝቶ ስታያቸው የሰላም ስሜት ይሰጡሃል። ድመት ማሳደግ ብዙም ድካም የለውም ይባላል ምክንያቱም ራሳቸውን ችለው መንቀሳቀስ ይወዳሉ። ለኔ ግን ያው በደስታ ዘለው የሚቀበልህና የትም ቦታ ቢሆን ተከትሎ የሚመጣው የውሻ ባህሪ ይበልጥ ይስበኛል እኔ እንደኔ ውሻን እመርጣለሁ ከእነዚህ ነገሮች አንፃር ማለት ነው። አንዳንዴ ሰዎች እንስሳት ቤት ውስጥ መሆናቸውን ንጽህና ያጓድላል ብሎ ይፈራሉ ቤት ውስጥ አንድ እንስሳ ካለ ነጻነትን ይጋፋሉ ንጽህናን ያበላሻሉ ብሎ እንደሚናገሩ ይሰማኛል። ለእኔ ግን ተገቢውን ክትባትና እንክብካቤ ካገኘ እንስሳት በቤት ውስጥ መኖራቸው ከጥቅሙ በቀር ጉዳት የለውም ብዬ ነው የማስበው። በተለይ ለልጆች ከእንስሳት ጋር ማደግ ለስነ ልቦናቸው እና ለርህራሄ ባህሪያቸው በጣም ወሳኝ ነው ብዬ ነው የማምነው። እኔ የቤት እንስሳት ለሰው ልጅ ትልቅ የደስታ ምንጮች ናቸው። እኔም ውሻ እንደ ዋንኛ የቤት እንስሳ ምርጫ እወስዳለሁ። የውሻ ታማኝነት ድፍረትና ፍቅር ለህይወታችን የተለየ ትርጉም ይሰጣታል። ስለዚህ ውሻን መውደድ ውሻን መንከባከብ ልዩ ጥረት እነሱን በጤና ለማቆየት ማድረጉ እጅግ ጥልቅ እርካታና ደስታ የሚሰጥ ነገር እንደሆነ ይሰማኛል

ከፀሀይ ቃጠሎ ራስን መጠበቅ ለጤናማ ቆዳም በጣም ምቹ ነው። ስለዚህ ከጤና ጋር ከጥንቃቄ ጋር ራስን ከመንከባከብ ጋር የሚገናኝ ነው። ይሄ ራስ እና አንድ ሰው ከፀሀይ እንዴት ትጠበቃለህ ተብሎ ሲጠየቅ? በልበ ሙሉነት የሚመልሰው መልስ ሊኖረው ይገባል እኔ በዚህ አምናለሁ። ለምን ከጤንነትም ጋር ተያይዞ የተገናኘ ነገር ነው። ከአካላዊ ቅርጽ ጋርም ከውበት ጋርም ተያይዞ የተገናኘ ነገር ነው። ስራውም የመሳሰሉ ነገሮች ከፀሀይ ጋር ተያይዞ ከተጠቀሰ የነገሮችን ምቹ ላይ ያደርግናል ብለሽ አሹ ይችላሉ። ያንን ሁሉ ነገር የሚዳስስ ስለሆነ አንድ ሰው ለዚህ ጥያቄ የሚሰጠው ምላሽ ጥንቃቄ ተሞላበት እና የሚያደርገው የሚተገብረው መሆን መቻል አለበት። ስለዚህ እንደዚህ ተብሎ ሲጠየቅ አንድ ሰው ምንም መልስ ሊያጣ አይገባም። ከፀሀይ ጋር እንዴት እንደምከላከል ማለት ነው የራሱ የሆነ ዘዴ ሊኖረው ይገባል። የኔም መልስ ለቆዳዬ እና ለጤናዬ ከፍተኛ ጥንቃቄ ስለማደርግ ከፀሀይ በዚህ መንገድ ራስህን እጠብቃለሁ የሚል ነው። ፀሀይ ለሰውነታችን ቫይታሚን ዲ ቢሰጠንም በተለይ በእኛ ሀገር ያለው የሙቀቱ የሃይለኛ በተለይ የቀን ቀን ላይ ያለው ሙቀት በጣም ሀይለኛ ነው እና ቆዳን ሊያቃጥልና ለተለያዩ ችግሮች ሊያጋልጥ ይችላል። እኔ ራሴን የሚጠብቅባቸው ጥቂት መንገዶች አሉ። ከነዛ መካከል አንደኛው እና ዋነኛው ፀሀይ መከላከያ ቅባት ወይም ሰንስክሪን መጠቀም ነው። ከቤት ከመውጣቴ በፊት ፊቴንና በፀሀይ የሚገኙ የሰውነትን ክፍሎች እንደዛ ሊጋለጡ የሚችሉ የሰውነትን ክፍሎች ልማድ አዳርጌያለሁ። መጀመሪያ ላይ መቀባት ምናልባት ሊያስጠላ ወይም ሊያጣብቅ ይችላል። ሆኖም ግን ውጤቱ ሲታወቅ ግልጽ ነው ያን ነገር ማንም ሊያቆመው የምትችል ነገር አይደለም። ቆዳ ሳይጠቁርና ሳይላጥ ስቀር ጥቅሙ በግልጽ ይታያል። ከውበትህም ጋር ተያይዞ ከጤናህ ጋር ተያይዞ በገጽታህ ላይ የሚፈጥረው ነገር ውጤቱ ምን ያህል አስደሳች እንደሆነ ግልጽ ያደርግልሃል። እና ያንን በማሰብ የፀሀይ መከላከያ ነገሮችን መጠቀሙ ቆንጆና ትክክል ነው። ብዬ አስባለሁ እንዳያቃጥለንና እንዳይተኩር ሊያደርገን ስለምችል ማለት ነው። እዚህ እነሱን ነገሮች ሁልጊዜም ለመጠቀም እጥረት አደርጋለሁ። ሌላው የምትጠቀመው ነገር ደግሞ ምንድነው? ተገቢውን ልብስ መልበስ ነው። ፀሀይ በሚበዛበት ቀን ቀለል ያሉ ግን እጅና እግርን የምሸፍነው ልብሶችን እመርጣለሁ። በተጨማሪም ባርኔጣ ወይም ኮፍያ ማድረግ ለፊትና ለአይን ትልቅ ጥበቃ ይሰጣል። ባርኔጣ በተለይ ደግሞ የፀሀይ መነፅርም ወይም ሰንግላስ ማድረግን አልረሳም። ከእሱ ስለሚከላከል የተለያዩ ላይ ነፀብራቆች ስመጡ እነዛን ለመከላከል ይረዳል። ድንገት ሳታስበው እንኳን የሚኖሩብን ልጅ ላይ አይንህን ሊጎዳው ይችላል። እና መነፀርን ለፋሽን ብቻ ሳይሆን አይናችን በሃይለኛ ብርሃን እንዳይጎዳን ትልቅ ሚና ስለሚጫወት። ከተለያዩ አይነት ድንገት ከምፈጠሩም ሆነ ቀድሞ ካሉ ብልጭታዎች ብልጭታዎችና ከፍተኛ ብርሃኖች ፀሀይ ጨምሮ ማለት ነው አይናችን እንዳይጎዳ ቆዳችን እንዳይጎዳ ይከላከልልናል ማለት ነው። መነፅር በአንድ ወቅት ምንም አይነት ጥንቃቄ ሳላደርግ ቀኑን ሙሉ ፀሀይ ላይ ውዬ የነበረበት ጊዜ ትዝለኛል። ማታ ቤት ስመለስ ፊቴ ቀልቶና ተቃጥሎ በጣም አሞኝ ነበር። ቆዳዬም ተልጦ ለመዳን ብዙ ጊዜ ነበር የወሰደብኝ። ያኔ ነው እንግዲህ ጥንቃቄ ማድረግ ምን ያህል አስፈላጊ እንደሆነ የተረዳሁት እያጋጣሚ ነበረ። እንድባንን ያደረገኝ። አሁን ግን በተቻለ መጠን ጠዋቱ አራት ሰዓት እስከ ቀኑ ዘጠኝ ሰዓት ያለውን ሀይለኛ ፀሀይ የሆነ የጥላ ስር በመሆን ለማሳለፍ እጥራለሁ ወይም በሆነ መንገድ ለመከላከል ጥረት አደርጋለሁ በተጨማሪም። ፀሀይ በፀሀይ የፀሀይ ወቅት ብዙ ውሃ መጠጣት ሌላው ራስህን የምትጠብቅበት መንገድ ነው። ፀሀይ ሰውነታችን ውስጥ ያለው ፈሳሽ ስለምመጣው ቆዳችን እንዳይደርቅና እንዳይሰነጣጠቅ ውሃ መጠጣቱ በጣም ወሳኝ ነው ብዬ አስባለሁ። ስለዚህ በዛ ሰዓት በቂ ውሃ ለመጠጣት ቆዳዬን ለመጠበቅ እሞክራለሁ። ከፀሀይ መከላከል ማለት ያው ራስህን መውደድ ማለት ነው። ስለዚህ ራስህን ስለሚወድ ከፀሀይ ለመ

የሽያጭ ግቦች ማንም የሚጠላቸው ነገሮች አይደለም። አዳዲስ ነገሮችን አግኝተው ወይም ያለውን ነገር መሸጥ ወይ ደግሞ ከሽያጭ ጋር የተያያዘ ዘርፎች ላይ አንድ ሰው ቢመደብ በጣም ቆንጆ የሆነ ነገር ነው። ስራን ከማቀላጠፍ አንፃር ከዘመኑ ጋር እኩል ከመሄድም አንፃር የሽያጭ ግቦች ማውጣት በጣም ትክክልና ተገቢ ነገር ነው ብዬ ነው። የማምነው እኔ እና ይሄ አንድ ሰው ልኖሩት ከሚገቡ ግቦች ጋር የተያያዘ ነው። ለምን ስለ እቅድ ትጋት እና ስኬትን የሚዳስሱ ነገሮች ናቸው። እዚህ ላይ ደግሞ የቁርጠኛና ጠንካራ መሆኔን የሚጠይቅ ነገሮች ናቸው። አንድ ስኬታማ ነጋዴ ወይም ባለሙያ ሊኖር የሚገባውን በራስ መተማመንን አዳዲስ ዘዴዎችን ጭምር ያጠቃለለና የምንጸባረቅበት ነገሮች ናቸው። የእኔም የሽያጭ ግቦች የስኬቴ መለኪያ እንደሆኑ አድርጌ ነው የማየው። ስለዚህ መልሴ አዎ የሚል ነው። ጊብ የሌለው ሽያጭ መሪ የሌለው መርከብ ነው ብዬ ነው የማምነው። እኔ ስለዚህ አንድ አንድ ሻጭ ግብ ከሌለው ምንም መርከብ የሌለው መሪ የሌለው መርከብ እንደማለት ነው። በማንኛውም የስራት ዘርፍ ውስጥ ብንሆን የራሳችን ግብና መድረሻ ልኖረን ይገባል። ሽያጭ ደግሞ የውጤት ስራ ስለሆነ ግቦችን በግልጽ ማስቀመጥ የእለት ተእለት ልማዴ ነው እዚህ በዚያ ግብ መሰረት ሲሄድ ነው። ውጤቱን ማየት የምችለው እንግዲህ ለእኔ የሽያጭ ግብ ማለት ዝም ብሎ ቁጥር አይደለም። እዚህ ግብ ማለት ራሴን የምፈትንበትና አቅሜን የማሳድግበት መንገድ ነው እንጂ ዝም ብሎ ቁጥር ማለት ብቻ አይደለም እዚህን ልድረስ ብዬ የምቀ የምወሰነው ነገር ብቻ አይደለም ወይም እንዲሁ ግዴታ ስለሆነብኝ ብቻ የማደርገው ነገር አይደለም። በየቀኑ በየሳምንቱና በየወሩ የማሳካቸው የሽያጭ ግቦች አሉኝ። ጠዋት ስነሳ ዛሬ ስንት ደንበኞችን ላናጋግር ስንት ምርቶችን ልሽጥ ብዬ አቅዳለሁ። ያንን ያቀድኩትን ግብ ስመታ የሚሰማኝ ደስታ ለነገው ስራ ትልቅ ጉልበት ይሆነኛል። ስለዚህ ያነቃቃኛል አንድ ግብ አውጥቼ ግቤ ላይ ስደርስ ሌላ ግብን በማውጣት እንዳለብኝ እሱ ላይም ደግሞ መድረስ እንደምችል በራሴ እንድተማመን እና ነገሮችን በደንብ እንዳስኬድ በተደራጀ መልኩ እንዳስኬድ ያደርገኛል። ገና ሽያጭ የጀመርኩበት ወቅት ግብ የሚባል ነገር እንዳልነበረኝ ትዝ ይለኛል። ዝም ብዬ የመጣውን ደንበኛ አስተናግድ ነበር ውጤቱ ግን በጣም ዝቅተኛ ነበር። በኋላ ግን ስማርት የሆኑ ግቦችን ማስቀመጥ ስጀምር ማለትም የምለኩ የምደርሱና ጊዜ የተቀመጠላቸው ግቦች ሳስቀምጥ ሽያጬ በከፍተኛ ሁኔታ ጨመረ። ያኔ ነው ግብ መኖሩ በስራዬ ላይ ያለውን ትልቅ ለውጥ መረዳት የቻልኩት እና እነሱን እያጠናከርኩ መሄድ የቻልኩት ያኔ ነበር። የሽያጭ ግቦች ስኖሩ እንቅፋቶች አያስቆሙም። ደንበኛ አይሆንም ወይም አልፈልግም ስልህ አንተ ግብ ትልቅ ስለሆነ ተስፋ አትቆርጥም። ይልቁንም እንዴት አድርጌ ላሳምነው እችላለሁ? ብለህ ዘዴ ለመቀየር ነው የምትሞክረው ከዚህ በበለጠ በምን መልኩ ባሳምን ነው እቃዬ ልሽጥ ሊገዛልኝ የምችለው እንደውም ደግሞ ደንበኞቼን ማብዛት የምችለው የሚለውን እንድታስብ ነው የሚያደርገው። በቃ ሽያጭ ማለት ያው ሰውን የመርዳት ጥበብ ማለት ነው። እና ግቤ ደግሞ ያንን እርዳታ ለብዙ ሰዎች ማድረስ ማለት ነው ምርቶቼ የሚጠቅመው እንደሆነ አምናለሁ የሚሸጠው ነገር ህዝቡን የሚጠቅም የሚረዳ እንደሆነ አምናለሁ። ስለዚህ ህዝቡ ደግሞ ይሄን አምኖ መቀበል እንድችል የሆነ ጥበብ ያስፈልገኛል እነሱ መርዳት የምችልበት ማለት ነው። ከዚያ አንፃር ስለማየው ይሆናል ማለት ነው። አንዳንዴ ግቦቼን ሳላሳካ የሚቀርባቸው ቀናቶች አሉ። በዚያ ሰዓት ተስፋ ከመቁረጥ ይልቅ ግን ለምን አልተሳካም? ብዬ ራሴን እገመግምና መዝገቤን ተመልክቼ አቀራረቤን ፈትሼ የቱ ጋር ነው ስህተት የምለውን ነገር እንዳርም ይረዳኛል ያው ግብ መኖሩ ስህተትን እንድታርምና እንድታድግ ስለምረዳ ማለት ነው። ሽያጭ ለእኔ ትግል ሳይሆን ግብን የመምታት አስደሳች ጨዋታ እንደሆነ ነው የማስበው። ሽያጭ ግቦች መኖራቸው ትኩረቴን እንድሰበስብና ውጤታማ እንዲሆን ያደርገኛል። ግብ ያለው ሰው ሁል ጊዜም ወደፊት ነው የምራመደው መቼም ወደኋላ ልቀር አይችልም። እኔም ግቦቼን ከፍ አድርጌ በማለምና በቁርጠኝነት በመስራት ለትልቅ ስኬት እጥራለሁ ማለት ነው። ስለዚህ ግቦች አሉኝ። እነሱንም

መስኮትህን ክፍት ትተዋለህ? ይሄ በጣም ግሩም ጥያቄ ነው ምክንያቱም ከብዙ ነገሮች ጋር የሚያያዝ ነገር ስለሆነ አንዳንድ መስኮቶች እርግጥ ለመክፈት የማይመቹ አይነት መስኮቶች አሉ ስለዚህ ያንን ታሳቢ ያደረገ ይሆናል ማለት ነው። ምላሼ ለምን መስኮቶች አየር የማስገባት ሀይል ጭምር ስላላቸው ማለት ነው። ከጤንነትም ጋርም የተያያዘው ብዙ አይነት ጥቅሞችን ስለሚሰጡ ከዛ ጋር የተያያዘ ይሆናል ማለት ነው። ምክንያቱም ሰላም ደህንነት እና የተፈጥሮ አየርን የሚዳስስ ጉዳይ ነውና ይሄ እዚህ ቤት ተኮር ነው እና እዚህ አንድ ሰው ቤት እንዳለው እንዲሰማው ያደርጋል። እና በጣም ግሩም የሆነ የመወያያ ርዕስ ነው ማለት ነው። መስኮቴን እንዴት አየዋለሁ የነጻነት ስሜት የሚፈጥር ነገር እንደሆነ ነው የማየው እዚህ አንድ ሰው መስኮትህን ከፍተህ ትተዋለህ ወይ ብሎ ቢጠይቀኝ መልስህ እንደ ሁኔታው ይለያያል የሚል ነው። ነገር ግን ያው እኔ በባህሪዬ መስኮት መክፈትና ንጹህ አየር ወደ ቤት እንድገባ ማድረግ በጣም የምወድ አይነት ሰው ነኝ። ለኔ ክፍት መስኮት ማለት ከውጭ አለም ጋር የሚገናኝበት እና የቤቴን ድባብ የሚቀይርበት መንገድ እንደሆነ ይሰማኛል። እንደዛ አድርጌ ነው ህይወትንም እየመራሁ ያለሁት ጠዋት ስነሳ መጀመሪያ የማደርገው ነገር መስኮቶችን ወለል አድርጌ መክፈት ነው። ያ የጠዋቱ ቀዝቃዛ አየር ወደ ቤት ውስጥ ሲገባ እና የቤትን አያር ስቀይሮ የሚሰማኝ የመታደስነት ስሜት በቃ ቀኑን በንቃት እንዲጀምር ይረዳኛል። እንደኔ ልዩ ስሜት ስለሚፈጥር መስኮት መክፈት በጣም ያስደስተኛል እሱን አደርጋለሁ። በተለይ ወፎች ስጮሁ እና የሰፈሩ ጸጥታ ሲሰማ መስኮቷ አጠገብ ቆሞ ያንን ማጣጣም ትልቅ ሰላም ይሰጣል ጠዋት ላይ በተለይ ማለት ነው። የቤት ውስጥ አየር ታፍኖ እንዲቆይ አልፈልግም የተፈጥሮ ንፋስ በነጻነት እንደዛው ወር ስለሚመርጥ መስኮቶችን ወለል አድርጌ መክፈቴን እመርጣለሁ። አንዳንድ ነገሮች ደግሞ ቤት ውስጥ ሽታ ሊፈጥሩ ይችላሉ ሊሆን ሳይታሰብ ቤት ውስጥ ያለ ነገር ተዘግቶ ስቆይ እምቅ ሽታ ሊያሰማ ይችላል ከዛ እሱንም ለመከላከል ጭምር ስለምረዳ ማለት ነው። ዝናብ በሚወቅትበት በሚዘንብበት ወቅት መስኮት በትንሹ ከፍቶ ያንን የዝናብ ሽታ ማሽተት በጣም የሚማርክ ነገር ነበር ለኔ። በድሮ እያለው ማለት ነው ያ የጥሬ መሬት ሽታ እና የዝናቡ ድምጽ አእምሮን የማረጋጋት ሀይል አለው። በጣም ልዩ ሀይል በእንደዚህ አይነት ጊዜያት መጽሐፍ እያነበቡ ወይም ቡና እየጠጡ ክፍት መስኮት አጠገብ መቀመጥ በጣም ትልቅ መዝናኛ ነበር። ለኔ እርግጥ ነው መስኮትን ክፍት መተው ሁልጊዜ አይመከርም። ለምሳሌ አሁን ማታ ስትተኛ ለደህንነት ስባል መስኮቶችን መዝጋት እኔ እመርጣለሁ እንደዛ አደርጋለሁ። ነፍሳትን ጨምሮ የተለያዩ ነገሮችን ስለሚገቡ ማለት ነው እንዲሁም በጣም አቧራማ በሆኑ ቀናትም ወይም የከተማው ጩኸትና ጭስ በሚበዛበት ሰዓት መስኮት መዝጋት የግድ ይሆናል። በቃ ሚዛኑን መጠበቅ ያስፈልጋል ማለት ነው። ንጹህ አየር እፈልጋለሁ ግን ደግሞ የቤቴን ሰላም እና ደህንነት መጠበቅ ይኖርብኛል። ስለዚህ መቅደም ያለበትን ማስቀደም ነው የተወሰነ ሰዓት ከፍቶ ለደህንነት አስጊ የሚሆኑ ነገሮች ወይም ሁኔታዎች በሚፈጥሩበት ሰዓት መዝጋት በጣም ተገቢ ነው ብዬ አስባለሁ እንደ ሁኔታው መሆንን የሚጠይቅ ነው ለዚህ ሁሌም ክፍት አድርጎ መተው ጥሩ አይደለም። ሁሌም ዝግ አድርጎ መተውም ጥሩ አይደለም። ስለዚህ እንደ ሁኔታው መሆነን ይጠይቃል ማለት ነው። አንዳንዴ መስኮትን ክፍት ትተህ ስትወጣ ያልታሰቡ እንግዶች ሊገቡ ይችላሉ። በተለይ ከእንስሳት ጋር የተያያዘው እንደ ብራ ብሮ ወይም ትናንሽ ወፎች የመሳሰሉ ትንኝ የመሳሰለው ሊገቡ ይችላሉ። ይሄ ራሱ ያው ተፈጥሮ ሰላም ለማለት የመጣች ይመስላል። መስኮት ዝም ብሎ የቤተ አካል አይደለም የብርሃን እና የህይወት መግቢያም ጭምር ስለሆነ እነዛ አንዳንድ የሚያማምሩ ነገሮች ሲገቡ ደስ ይላል ለምሳሌ እንደ ቢራቢሮ እንደ ወፍ ምናምን ያለ ነገር መስኮት ላይ መጥቶ ሲቆም እሱን እነሱን እያዩ መዝናናት በራሱ አንድ ነገር ነው። ግን በሽታ አምጪ የሆኑ ትንኞችም ሊገቡ ይችላሉ። በአጠቃላይ መስኮት መክፈት ለኔ የመተንፈስ ያህል ነው። ብርሃንና ንጹህ አየር ወደ ቤት ሲገቡ ደስ ይለኛል። ስለዚህ አመቺ በሆነ ሰዓታት ሁሉ መስኮቴን ክፍት አድርጌ የተፈጥሮ ስጦታን መቀበል በጣም

ሌሎችን መርዳት ከተፈጥሮ ማንነታችን ጋር የተገናኘ ነገር ነው። አንድ ሰው ሰብአዊነቱን የሚያሳይበትም ጭምር ስለሆነ ማለት ነው። ስለዚህ ሌሎችን መርዳት እንደ ምን የሚታይ ነገር ነው እንደ ተፈጥሮአዊ ግዴታ የሚታይ ነገር ነው ብዬ ነው የማስበው እኔ ከመን ጋር ተያይዞ ልጠቀስ ይችላል ሌሎችን የመርዳት ከሰብአዊነት ጋር ከደግነት ጋር እንዲሁም ከማህበራዊ ሀላፊነት ጋር የሚገናኝ ነገር ነው። ስለዚህ ሌሎችን መርዳት የቅንነት ጉዳይም ጭምር ስለሆነ ብዙ ነገርን ሊዳስስ ይችላል ብዬ አምናለሁ ሰው የሆነው ሁሉ ሰብአዊነት የሚሰማው ሰው ሁሉ ሰውን ሊረዳ ይገባል እንደ አይነት ስሜት በውስጡ ሊኖር ይገባል ብዬ የሚያምን አይነት ሰው ነኝ እና ሰውን መርዳት የሚለውን ነገር በቀላሉ የማይ አይነት ሰው አይደለሁም። መርዳት የነፍስ እርካታ እና የ የህይወት ትርጉም ይኖረዋል ብዬ ነው የማምነው እኔ እንደኔ ማለት ነው። በትክክል ሰዎችን መርዳት እወዳለሁ። ሰዎችን መርዳት ትወዳለህ ቢባል አዎ የሚል ነው መልሴ መርዳት ለኔ የህይወቴ ትልቁ አላማ ነው ይሄ ነው የማስበው ብዙ የሚረዱ ሰዎች አሉ እርዳታም ጥቅም ያስፈልጋቸዋል በጣም ብዙ ሰዎች አሉ እና ለእነሱ መድረስ ጭምር ስለሆነ የማለት ነው። መርዳት ማለት የግድ ሀብታም መሆኔን አይጠይቅም። መርዳት ማለት ካለን ነገር ላይ ቀንሰን ለሌላው መትረፍ ወይም በሀሳብና በጉልመት ከሰዎች ጎን መቆም ማለት ነው። የሚሰጥ ነገር ብቻ አያመለክትም ማለት ነው። በብዙ መንገድ ከአንድ ሰው ጋር የምንቆም ከሆነ ከእሱ ጋር የምንተባበር ከሆነ ሀሳብን ጨምሮ ማለት ነው እየረዳነው ነው ያንን ሰው ማለት ነው። ሌሎችን መርዳት ስል መጀመሪያ ወደ አእምሮዬ የሚመጣው የምሰጠው የውስጥ ሰላም ነው አንድ ሰው ለሌላው ሲሰጥ የሚሰማው ያ የውስጥ ሰላም። ወደ አእምሮዬ ወዲያው ይመጣል መርዳትን ሳስብ አንድ የተቸገረኝን ሰው ስትረዳ ወይም ለአንድ ግራ ለገባው ሰው የሆነ መንገድ ስታሳይ ያ ሰው ፊቱ ላይ የሚታየው ፈገግታ የሚሰጠው እርከታ በምንም ገንዘብ ሊገዛ አይችልም። ምንም ነገር ያንን ሊቀይረው ሊገታ የምችል ነገር አይደለም እኔ በባህሪዬ ሰዎችን ማገዝ በጣም ደስ ይለኛል። አንዳንዴ እርዳታው ትንሽ ሊሆን የሚችልም ለምሳሌ አረጋውያንን መንገድ ላይ ማሻገር ወይም ደግሞ ለተጨነቀ የጓደኛ ጊዜ ሰጥተን ማዳመጥ ራሱ አንድ ትልቅ እርዳታ ነው እና ትንሽም ሊሆን ቢችል ብችል እነዚህን ነገሮች ማድረግ ያስደስተኛል። እነዚህ ትናንሽ ነገሮች በሰዎች ህይወት ላይ ትልቅ ለውጥ ያመጣሉ። ትዝይለኛል በአንድ ወቅት መንገድ ላይ በጣም ተቸግሬው የነበሩ አያትን ለመርዳት የመከርኩበት ቀን ነበር። ትልቅ ሰው ናቸው ያን ያህል ትልቅ ነገር ላደረኩም እኔ ግን እሳቸው የመረቁኝ ምርቃት በቃ የሰጡኝ ምስጋና ቀኑን ሙሉ በደስታ እንዲሆን ነው ያደረገኝ ያቺ ትንሽ ያደረኳት ነገር ያስፈለጋቸውን ያንን ነገር ያደረኩት እርዳታ። በጣም ትልቅ ደስታ አንዲሰማኝ አደረገኝ። ያኔ ነው በቃ መርዳት ለተቀባዩ ብቻ ሳይሆን ለሰጪውም ትልቅ ፈውስ እንደሆነ ልረዳ የቻልኩት። ስትሰጥ ይበልጥ የምታገኘው ነገር በቃ እውነት መሆኑን ትረዳለህ? እውነት መሆኑን በተግባር ታሳያለህ መርዳት የሚያስገኘውን ደስታ በደንብ ማጣጣም ትችላለህ ማለት ነው። በተጨማሪም መርዳት ማህበረሰባችንን ጠንካራ ያደርገዋል ብዬ አስባለሁ ለምሳሌ እኛ ኢትዮጵያውያን በመረዳዳትና በመተጋገዝ ባህላችን እንዲታወቃለን። እዚህ አንድ ሰው ለብቻው ለብቻው ከመተው ይሻላል እንደሚባለው ማለት ነው። አንዱ ብቻ ከመተው ሰው የበለጠ ይሻላል ምክንያቱም ሌሎችን ይረዳል ለሚባለው ማለት ነው ከረዳህ እጅ ለእጅ ተያይዘን ስንቆም ወይም ማንኛውንም ችግር ማለፍ እንደምንችል ይሰማኛል እኔ ስንተጋገዝ ማለት ነው። እኔም በተለያዩ የበጎ አድራጎት ስራዎች ላይ መሳተፍ እና ያው በቻልኩት አቅም ለሌሎች ድጋፍ ማድረግ ደስ ይለኛል። መርዳት ያው የሰው ልጅነት ሰው መሆን ግዴታችን ጭምር ወይ መገለጫችን እንደሆነም ስለማስብ እርግጥ ነው አንዳንዴ ስንረዳ ምስጋና ላይገኝ ይችላል። ያው ግን እኔ የምረዳው ምስጋና ፈልጌ አይደለም ሌሎችን የምረዳው እሱ አይምሮ ውስጥ ካለ በጣም ከባድ ነው። በውስጤ ያለውን የደግነት ጥሪ ተከትዬ ነው ይሄንን የማደርገው ያው የሰው ልጅ በምድር ላይ ስኖር ለሌላው ትርጉም ያለው ነገር ካላደረገ ህይወቱ ባዶ ትሆናለች ብዬ ስለማምን መርዳት ማለት ለሰው ልጆች ተስፋን መዝራት እንደሆነም ስለማምን ጭምር ነው። ይሄንን የማደርገው ማለት ነው በየእለቱ

ልብስ በእጅ ታጥባለህ? ምንም ጥያቄ የሌለው ነገር ነው ይሄ በተለይ በፊት። ልብስ ስናጥብ አሁን ማሽኖች ከመምጣታቸው በፊት ሁሉም ሰው ያጥብ የነበረው በዛ ነበር በእጁ ነበር ሲያጥበ የነበረው ማለት ነው። እና የሚያስተምርም ነገር አለ ብዬ ነው የማምነው ልብስን በእጅ ማጠብ። ለምሳሌ አንድ ሰው ትጋትን ይማራል ልብስን በእጅ ከማጠብ እንደው ንጽህናን ይማራል እናም ደግሞ ትዝታንም የሚዳስስ ነገር ነው። በፊት እንደዚህ ይደረጉ ስለነበር ማለት ነው። ከዚህ አንፃር ዘርፈ ብዙ የሆነ ነገር ነው ብዬ ነው የማምነው ልብስን በእጅ ማጠብ። ስለዚህ እኔም ይሄንን ለማድረግ የተቻለኝን በፊትም እሞክር ነበር። እዚህ አሁንም እሱን ለማድረግ ጥረት አደርጋለሁ እና ጠቅለላ አድርጌ ልብስ በእጅ ማጠብ የትጋትና የንጽህና ትዝታዎችን እንዴት እንደሚዳስሱ ለመግለጽ እሞክራለሁ። አንድ ሰው እንደዛ ብሎ ቢጠይቀኝ አዎ ብዬ ነው የምመልሰው አሁንም ድረስ አንዳንድ ልብሶችን በእጅ ማጠብ ደስ ይለኛል። አሁን ላይ የልብስ ማጠቢያ ማሽኖች ነገሮችን ቢያቃልሉም በእጅ የታጠበ ልብስ ግን የራሱ የሆነ የንጽህና ሽታና እርካታ አለው። እርግጥ ያቀላል ብዙ ነገሮች እጅ በማሽን ሲታጠቡ በደንብ ቀለል ይላሉ ጊዜን ከመቆጠብ ጋር ጉልበት ከመቆጠብ ጋር ተያይዞ ማለት ነው። ልብስ በእጅ ማጠብ ለኔ ዝም ብሎ ስራ አይደለም የራሱ የሆነ ሪትም ያለው ነገር ነው። ያ የሳሙናው አረፋ የውሃው ድምጽና ልብሱ ሲታሽ የሚፈጥረው ስሜት በስራው ላይ እንድታተኩር ያደርግሃል። በተለይ ደግሞ በጣም የምወዳቸውና በቀላሉ ልበላሸው የሚችሉ ልብሶችን ለማሽን አሳልፌ አልሰጥም። በጥንቃቄ በእጄ አሽቼ አጥቤና አጥልቼ ሳሰጣቸው ልብሶቼ አዲስ የሆኑ ይመስለኛል በእጅ ማጠብ ለልብሶቻችን የምንሰጠውን እንክብካቤ መግለጫ ጭምር እንደሆነ ነው የማስበው። ምናልባት ሊጨማደድ ይችላል ሊቀደድ ብዙ ነገር ሊሆን ይችላል በደንብ በጥንቃቄ መታሸት የምትፈልጉ ልብሶችን ለማሽን መስጠት አንዳንድ ነገሮችን ሊያወሳስብ ይችላል የምንወዳቸው ነገሮች ፍቆ ሊያነሳ ይችላል ስለዚህ ከዚህ አንፃር በጥንቃቄ ማየት እመርጣለሁ ማለት ነው። ከልብስ ማሽን ጋር ተያይዞ ካለው ሁኔታ ጋር ማለት ነው በዚህ ነገሮች በደንብ የሚያሳስቡን ነገሮች ናቸው። ትዝ ይለኛል ድሮ እናቶቻችን በትልልቅ ባልዲ ልብስ ያጥቡ ነበረ ያን ጊዜ ቤቱ በሙሉ በሳሙና ሽታ ይሞላ ነበር። እኛም ልብስ ለማጠብ ውሃ ስንቀዳና ስንረዳ የነበረን ያ ልዩ ደስታ ትዝ ይለኛል። ፀሀይ በደንብ የወጣችበት ቀን ልብሶችን አጥቦ በገመድ ላይ ማስጣት ከዚያም ደግሞ ሲያደርቁ ያኔ ንጽህ የንጽህና ሽታ እያሸተቱ ማጠፍ። ከዛ ወደ ቤት እናስገባው ያለው ሁኔታ በቃ የህይወት ትልቅ ስኬት ይመስል ነበር በዚያን ጊዜ ማለት ነው። ያ ድካም እርካታ ዛሬም ድረስ አብሮኝ አለ። ዛሬም ድረስ ትዝ ይለኛል ምንም ብንለፋ ስንረካ የነበረው ያ እርካታ አሁንም ድረስ ትዝ ይለኛል። በእጅ ማጠብ ትዕግስትንም የሚጠይቅ ነገር ነው። አንዳንድ ግትር የሆኑ እድፎችን ለማጥፋት ምናልባት ደጋግመህ ያንን ነገር ማሸትና መልፋት ሊኖርብህ ይችላል እንደዛ ማድረግ የሚጠይቅ ሊኖር ይችላል። ነገር ግን ያንን እድፍ አጥፍተህ ልብሱ ነጭ ሆኖ ሲወጣ ድካሙን ሁሉ ትረሳዋለህ ልፋት የልፋቴን ዋጋ እንዳገኘህ ስለሚሰማህ ማለት ነው። ለኔ በእጅ ማታ ልክ እንደ አካል ብቃት እንቅስቃሴ ነው ብዬ ነው የማስበው። እጅና ትከሻ ያጠነክራል ቅልጥፍናን ይሰጣል ለእጅና ለትከሻ ማለት ነው እርግጥ አሁን ጊዜው እየተቀየረ ስለመጣ ብዙ ጊዜያችንን በማሽን ልብስ ማጠብን ነው የምንመርጠው በዛ ነው የምናሳልፈው። ሆኖም ግን ያንን የድሮውን ልምድ አልፎ አልፎ መለማመዱ ጥሩ ነው ብዬ አስባለሁ። የውሃውን ቅዝቃዜ እየሰማህ በገዛ እጅህ ልብስህን አጽድተህ ስታበቃ የሚሰማህ በራስ የመተማመን ስሜት በጣም ልዩ ነው እጅግ ልዩ ነው። በአጠቃላይ ስለ ልብስ ማጠብ ካነሳሁ ልብስ በእጅ ማጠብ የንጽህና የጥንካሬና የትጋት ምልክት ነው ብዬ ነው የማስበው። እኔም የምወዳቸውን ልብሶች በገዛ እጄ እያጠብኩ መንከባከብ ደስ ይለኛል። ንጽህና ለጤናም ለውበትም መሰረት ነው ብዬ አምናለሁ

የሞባይል ዳታ ትጠቀማለህ? በጣም ምንም ጥያቄ የሌለው ነገር ነው። አሁን ነው ነገሮች ትንሽ የተቀየሩት እንጂ ዋይፋ የመሳሰሉ ነገሮች የመጡት እንጂ ሁሉም ሰው በፊት የሚጠቀመው የነበረው ነገር ነው። አሁንም ደግሞ ያው እንደዛ አይነት አገልግሎት ሁሉም ቦታ ስላልተዳረሰ ሁሉም ሰው ይጠቀማል ብዬ የማምነው ነገር ነው ስለ ግንኙነት ይዳስሳል፤ ተደራሽነትና ዘመናዊ ኑሮን የሚመለከት ነገር ነው ይሄ ሞባይል ዳታ በሄድንበት ቦታ ሁሉ ያው ከአለም ጋር የሚያገናኘን መሳሪያ ነው፤ እና ጥቅሙንም የሚያስከትለውንም ወጪ ማውራቱ ተገቢ ይመስለኛል። ምክንያቱም ብዙ ሰዎች አሁን ላይ ዋይፋይ ዋይፋይ አገልግሎት በሌለባቸው አካባቢዎች ይሄን ለመጠቀም ስለሚገደዱ ግድ ደግሞ የሰው ሰው ከሰው ጋር መገናኘት ስላለበት ከነዛ ጋር አያይዘን ብናየው ጥሩ ነው። እኔ የሞባይል ዳታ አለምን በሄድኩበት ሁሉ የምመለከትበት አይነት ድሬስ እንደሆነ ነው አድርጌ የምመለከተው እና ምንም ጥያቄ የለውም የሞባይል ዳታን እጠቀማለሁ ሞባይል ዳታማ ያው አሁን ላይ እንደ አየር አስፈላጊ ነገር ነው ብዬ ነው የማምነው እኔ። ዋይፋይ በሌለበት ቦታ ሁሉ ያው ኢንተርኔት እንድንጠቅም የሚያደርገን ዋናው መሳሪያችን የሞባይል ዳታ ነው። የሞባይል ዳታ ትልቅ ረዳቴ ነው ለኔ። ከቤት ወጥቼ መንገድ ላይ ያለው አስፈላጊ ኢሜሎችን ለመፈተሽ ዜናዎችን ለመከታተል ወይም ደግሞ የማላውቀው ቦታ ሲሄድ ማፕ ተጠቅሜ አቅጣጫ ለመፈለግ የሞባይል ዳታ ግድ ይለኛል። ስልኬ ላይ ዳታ ካለኝ የትም ቦታ ቢሆን ስራዬን ማከናወን እንደምችል ስለሚሰማኝ ማለት ነው ደግሞ ይሄን ማድረግ እችላለሁ። የሚከብድ ነገር አይደለም። ርቀትና ቦታ አሁን ያው ለስራ እንቅፋት መሆናቸው ቀርቷል። የፈለክበት ሆነህ እነዚህን ነገሮች ለምሳሌ ሞባይል ዳታን ተጠቅመህ መስራት ስለምትችል ለስራ ቅልጥፍና በጣም ወሳኝነት የሚሰጡ ነገሮች ናቸው። ቦታም አይገድብህም ርቀትም አይገድብህም ማለት ነው እነዚህ ነገሮች ካሉ። ሞባይል ዳታ እንደ ልብ ባልነበረበት ጊዜ የሆነ መረጃ ለማግኘት የግድ ቤት መግባት ወይም ደግሞ ኢንተርኔት ካፌን የሚሄድ ነበረብኝ በፊት ላይ አሁን ግን ያው በሰገንዶች ውስጥ ዳታ አብርተን አለምን ማዳረስ እንችላለን። በፊት እንደዚህ አይነት የነበረው ያ ስቃይ እና ያ መጎሳቀል ቀርቷል በአሁን ጊዜ። በተለይ በጉዞ ላይ ያለው ሙዚቃ ለማዳመጥ ወይም ከጓደኞቼ ጋር በቴሌግራም እና በዋትሳፕ ለመገናኘት በጣም ይጠቅመኛል በአሁን ጊዜ በተለይ ኢንተርኔት ከሌለ ስልኬ ያው ግማሽ አካሉ የጎደለው ነው የሚመስለኝ። አንዳንዴ ዳታ ሲጠፋ ወይም ኔትወርኩ ሲጠፋ ዳታ እያለውም እንኳን ማለት ነው የሆነ ነገር የጎደለ ያህል የሚሰማን ጊዜ አለ አይደለ በቃ እንደዛ አይነት ስሜቶች በውስጤ እንዲፈጠሩ ነው የሚያደርገው። እርግጥ ነው ሞባይል ዳታን በአግባቡ መጠቀም ጥንቃቄን ይጠይቃል። ካልተጠነቀቅን ጥቅል ወዲያው ሊያልቅና ወጪያችንን ሊጨምረው ይችላል። ለዛ ነው እኔ ሁል ጊዜ ዳታ ሴቨር የምጠቀመው እና ያው ትልልቅ ፋይሎችን ለማውረድ ዋይፋይ የምጠብቀው እንጂ ትልልቅ ፋይሎችን ለማውረድ በዳታ አላደርግም። ያንን ጥቅሌን ስለሚጨርስብኝ ማለት ነው። ዳታ ሴቨር መጠቀም ደግሞ የተለያዩ ነገሮች እንዳይበሉብን ዳታችንን ለመቆጠብ ያስችለናል። ቴክኖሎጂውን በአግባቡና በቁጠባ መጠቀም የአንድ ጥበብ ነው ብዬ ነው የማስበው ከማባከን ጊዜያችንን ገንዘባችንን ከማባከን የምጠብቀን አንድ ጥበብ ነውና ይሄንን እንዴት በቁጠባ መጠቀም እንዳለበት አንድ ሰው በሚገባ ማወቅና መማር ያለበት ነገር ነው ብዬ ነው የማስበው። አንዳንዴ ደግሞ ያው የዳታ ኔትወርክ ሲቆራርጥ ወይም ፍጥነቱ ሲቀንስ የሚያጋጥመው መበሳጨት የሚረሳ አይደለም። የሆነ በጣም አስቸኳይ ነገር እየሰራህ ሎዲንግ እያለ ትዕግስትን ስትፈታተንህ ይታይህ። በጣም ፈልገዋል ፈጣን እንደሆን ፈልገዋል እንዲያግዝህ ፈልገዋል እሱ ግን ይሽከረከራል ሎዲንግ እያለ ከዛ እነዚህ ነገሮች ጭንቀት የሚፈጥሩ ነገሮች ናቸው በአጠቃላይ ስታይ ያው የሞባይል ዳታ ህይወታችንን እጅግ በጣም ቀልጣፋና የተገናኘ እንዲሆን አድርጓል ከሰው ከሌሎች ሰዎች ጋር ማለት ነው። ስለዚህ ሞባይል ዳታ ለዘመኑ ሰው እጅግ አስፈላጊ እና ወሳኝ የሆነን ይበልጥ የሚጠቅመው መሳሪያ ነው ብዬ ነው የማምነው እኔ። እኔም በየቀኑ ለስራዬም ሆነ ለማህበራዊ ግንኙነቶቼ በሰፊው እጠቀምበታለሁ። ቴክኖሎጂው ይበልጥ እየረከሰና እየፈጠነ እንደሚሄድም ተስፋ አደርጋለሁ። ከዚህ ጋር ተያይዞ እጠቀማለሁኝ ማለት ነው

አይስክሬም የአንድ ሰው በተለይ ለልጆች ምን ያህል ወሳኝ እንደሆነ ምን ያህል የሚወዱት ነገር እንደሆነ ምንም ጥያቄ የለውም ግልጽ ነው። ምክንያቱም ያው ጣፋጭ ነገር አይደል አይስክሬም የማይወድ ህፃን አለ ብዬ አላስብም። እኔ ምክንያቱም በጣም አስደሳች እና ጣፋጭ የሆነ ምግብ ነው። እና የደስታና የጣዕም ስሜትን የሚሰጥ ነገር ስለሆነ ብዙ ሰው ይወደዋል ብዬ ነው የማስበው እኔ ማለት ነው። አይስክሬም ያው የቀዘቀዘው የደስታ ምንጭ ብዬ ነው የማስበው እኔ። ከዛ ቅዝቃዜ ውስጥ ብዙ ሰው ወይም ብዙዎቻችን ደስታን ልናገኝ ልናጣጥም እንችላለን። አንድ ሰው አይስክሬም ትወዳለህ ወይ? ብሎ እኔን ብጠይቀኝ ሜልሴ አዎ አይስክሬም ለማይወድ ሰው በጣም እገረማለሁ የሚል ይሆናል። አንዳንድ አይስክሬም የማይወዱ ሰዎች ድንቅ ያስገርሙኛል እኔን። ምክንያቱም አይስክሬም ለኔ ዝም ብሎ ጣፋጭ ነገር ሳይሆን ስሜቴን ወዲያውኑ የመቀየር ሀይል ያለው የደስታ መግለጫ ነው ብዬ ነው የማምነው። በተለይ በሞቃታማ ቀናት አይስክሬም መብላት የሚሰጡን በጣም ወደር የሌለው ልዩ እርካታ አለው። እኔ የምወዳቸው አይስክሬሞች ብዙ ናቸው። ያው ነገር ግን ሁልጊዜም የምመርጠው የስትሮበሪ ወይም የቫኒላ ቃና ያለውን አይስክሬም ነው። ያ በረዶ የበረዶነት ስሜትና በአፌ ውስጥ ቀስ ብሎ ሲቀልጥ የሚሰጠኝ ጣዕም ልክ እንደ ህፃን እንድትደሰት ያደርግሃል። አንዳንድ ጊዜ ደግሞ ቸኮሌት ያለበትና ከላይ ለው የተነሰነሰ ሲሆን። ብልጥ ልጅ ይሆናል እነዚህን ነገሮች ማጣጣም በጣም ቆንጆ ደስ የሚል ነገር አለው። ደግሞ መዓዛው ሽታው ስታጣጥም የሚሰጥህ እርካታ እነዚህ ነገሮች በጣም የሚያስደንቁኝ የሚያስደምሙኝ ናቸው። ህፃን እንደሆንኩ እንዲሰማኝ የሚያደርጉ ነገሮች ናቸው። ትዝ ይለኛል ልጅ እያለን ሰፈራችን ውስጥ አይስክሬም ሻጭ መኪና ሲመጣና የራሱ የሆነ የሙዚቃ ድምጽ ሲያሰማ። ያኔ ያለን ደስታ ወሰን አልነበረውም። ሁላችንም እየሮጥን ሄደን በኩባያ ወይም በኮን ተቀብለን ስንበላ ያ የነበረውን ስሜት ዛሬም ድረስ ይታወሰኛል። አሁን እንኳን ትልቅ ሰው ሆኜ አይስክሬም ስበላ ያ የልጅነት ትዝታዬ አብሮኝ ይነሳል። ትዝ ይለኛል አስታውሳለሁ ያንን ጊዜ። አይስክሬም ለመብላት የግድ ሞቃት ቀን መሆን የለበትም እንደዛ አላስብም። እኔ አንዳንድ ሰዎች እንዴ ሙቀት ሳይኖር እንዴት? ብሎ ሊያስቡ ይችላሉ። አንዳንዴ ያው በብርድ ሰዓትም እንኳን አይስክሬም መብላት ለየት ያለ ደስታ አለው ብዬ እኔ አስባለሁ። በብዛት ግን ከጓደኞቼ ጋር ስሆን ወይም ከሰአት በኋላ ዘና ለማለት ስፈልግ አይስክሬም ቤት መሄድ ደስ ይለኛል። አይስክሬም ሰዎችን የማቀራረብና ፈገግታ የመፍጠር ተሰጥኦ አለው ብዬ አምናለሁ። እዚህ እሱን ተጠቅሜ በጣም ከጓደኞቼ ጋር ጊዜ ለማሳለፍ ለመደሰት ለመሳሰቅ። የምመርጠው ምርጫዬ ነው እርግጥ ነው። ያው ጤናን ለማሰብ ስኳርና ቅዝቃዜውን ማመጣጠን ያስፈልጋል። ነገር ግን አልፎ አልፎ ራሴን ደስ ለማሳኘት አይስክሬን መብላት ትልቅ ራሴን መንከባከብ ነው ብዬ አስባለሁ። ራሴን ጎበዝ ነህ ብዬ ሽልማት መስጠት ስፈልግ መጀመሪያ አይምሮዬ ውስጥ የሚመጣው አይስክሬም ነው። የሆነ ነገር አድርጌ ተሳክቶልኝ ራሴን ሽልማት መስጠት ሲወድ። አንደኛ ትዝ የሚለኝ ነገር እሱ ነው ወይም ደግሞ ከጓደኞቻችን ጋር ወጣ ብለን አይስክሬም እንብላ ብለን ለመጫወትም እድል ይሰጣል ጊዜ ያመቻቻል ብዬ አስባለሁ። እንደውም ሌሎችም እንደዚህ አይነት ልማድ አላቸው። አብረን አይስክሬም የመብላት የመጫወት የመሳሳቅ ጊዜ አለን አንዳንዴ ገዝተን በኮን ይዘን ወክ እያደረግንም እነዛ አይነት ነገሮችን እናደርጋለን እንጨዋወታለን ማለት ነው። በአጠቃላይ አዎ አይስክሬም የህይወት ቅመም ነው ብዬ ነው እኔ የማስበው። ህይወት አንዳንድ ጊዜ መራራ ልትሆን ትችላለች። አይስክሬም ግን ያንን መራራነት በጣፋጭነት ይሽረዋል እንደዛ ነው የማስበው ማለት ነው። ስለዚህ እንደኔ አይስክሬም በጣም የምወደው ነገር ሁልጊዜም ቢሆን ለቆንጆ አይስክሬም እንቢ የማልልል አይነት ሰው ነኝ። እና አይስክሬምን እያዩ ማለፍ በጣም ከባድ ነገር ነው። እንደውም አንዳንዴ እኔ ሳልችል ቀርቶ የሆኑ ሰዎች አይስክሬም እየበሉ ሲያልፉ እየላሱ ሲያልፉ ሳይ ወይም ህፃናት በእጆቻችሁ አይስክሬም ይዘው ወላጆቻችሁ ሲያልፉ ወይም በመኪና እየልክ በገቢና ቁጭ ያሉ ልጆች አይስክሬም እየበሉ ወላጆቻቸው እየተንከባከቧቸው ስመለከት ያ የልጅነት ትዝታዬ ብልጭ ይልብኝና። በእነሱ መቅናት እጀምራለሁ።

የትርፍ ጊዜየ ማሳለፊያዎቼ በጣም ብዙ ናቸው። እንደየሰውም ይለያያሉ ይሄን አውቃለሁ። ከዛ አንፃር እንደ እኔም ከሌሎች የተለየ ምርጫ በጣም አለኝ ማለት ነው። በርከት ያሉ ናቸው። ይሄ ይሄ ነው ለማለት በጣም ያስቸግራል አንዱ ላይ መርካት በጣም ያስቸግራል የትርፍ ጊዜ ማሳለፊያዎች ማለት ነው። እርግጥ እነዚህ ነገሮች ከምን ጋር ይያያዛሉ ከፍላጎት ጋር ይያያዛሉ ከመዝናኛ ጋር ይያያዛሉ ራስን ከማደስ ጋር የሚያያዙ ነገሮች ናቸው። ስለዚህ ስለ ትርፍ ጊዜ ማሳለፊያ ስናወራ ሁሉም ነገሮች የተለዋወጡ ናቸው በጣም ያንን ስሜት የሚያንፀባርቁ መሆን መቻል አለባቸው። ወደ ራሴ ስመለስና የትርፍ ጊዜ ማሳለፊያዎችን ለመጥቀስ ስሞክር የነፍስ እረፍቶቼ ናቸው ለኔ ብዬ ነው መግለጽ የምወደው። ቢጠየቅና ትርፍ ጊዜ ማሳለፊያዎች ምንድን ናቸው ቢባል? መልሰም የሚሆነው ህይወትን ሚዛናዊ የሚያደርጉልኝ ትንንሽ ደስታዎቼ ናቸው ብዬ ነው የምመልሰው። ከስራው ርካታና ከእለት እለት ሀላፊነት ወጣ ብሎ ራሴን ማዝናናት በእነዚህ ነገሮች ውስጥ ማየት ራስን ማግኘት ጥቂት ነገሮች የሚባሉ አይደሉም። እኔም የማደርጋቸው ነገሮች አሉ አንደኛ የመጀመሪያውና ዋነኛው የትርፍ ጊዜ ማሳለፊያዬ መጽሐፍ ማንበብ ነው። መጽሐፍ ስታነብ ካለህበት ቦታ ሳትንቀሳቀስ አለምን መዞር ትችላለህ እዛው ቁጭ ባልክበት አለምን መዞር ትችላለህ እንደዛ ብዬ ነው። የማምነው እኔ በተለይ የታሪክና የፍልስፍና መጽሐፍት አይምሮን ያሰፋልኛል እንደዛ ነው የማምነው እኔ። ጸጥ ባለ ቦታ ሆኜ አንድ ሲኒ ቡና ይዤ በመጽሐፍ አለም ውስጥ መጥፋት ለኔ ትልቅ እረፍት ነው። መመሰጥ እወዳለሁ በእንዲ አይነት ነገሮች ማለት ነው እዚህ መጽሐፍ እይዛለሁ። አንድ ቡና እይዛለሁ ጸጥ ያለ ቦታ እፈልጋለሁ። እዛ ውስጥ ተመስጦ አለምን በደንብ መዞር ይቻላል። ሌላው ደግሞ ተፈጥሮ ውስጥ በእግር መጓዝ ነው። በጣም እወዳለሁ ይሄንንም ማድረግ ቅዳሜ ወይም ይሁድ ጠዋት አረንጓዴ ቦታዎች ላይ መሄድና ንጹህ አየር መተንፈስ በጣም ደስ ይለኛል። የከተማውን ጩኸት ትተህ የወፎቹን ዝማሬና የዛፎቹን መወዛወዝ ስታይ የ ውስጥ ሰላም ታገኛለህ በጣም የሚያረካ ነገር ታገኛለህ ይሄ የእግር ጉዞ ለሰውነትህ ጥንካሬ ብቻ ሳይሆን ለአእምሮዬም የፈጠራ ሀሳቦችን ያመጣልኛል አሮንጓዴ ነገሮችን ስመለከት በዙሪያ ያሉ ነገሮችን ሳይ በጣም የሚያድስ የሚያረካ ነገርን አገኛለሁ። በፊት ምን ትዝለኛል? ትርፍ ጊዜዬን ዝም ብዬ የቴሌቪዥን በማየት ነበር የማሳልፈው። አሁን ግን ጊዜዬን ይበልጥ ትርጉም ባላቸው ነገሮች ላይ ማዋል ጀምሬያለሁ ለምሳሌ አዳዲስ ምግቦችን ማብሰል መለማመድ ሌላው አዲሱ ስራዬ ነው። በወጥ ቤት ገብቼ የተለያዩ ቅመሞችን እየቀላቀልኩ አዲስ ጣዕም ለመፍጠር መሞከር ልክ እንደ ስነ ጥበብ ነው እነዚህን ነገሮች የምመለከታቸው እና ልዩ ስሜት የሚፈጥሩብኝ። ውጤቱ ባይሳካ እንኳን ሂደቱ በራሱ በጣም ያስደስታል። አንድ ነገር ለማድረግ መሞከርህ በራሱ የምፈጥረው ልዩ የሆነ ስሜት አለ በሰውነትህ ላይም በአእምሮህ ላይም እጅህም እንደዛው ማለት ነው። አዳዲስ ነገሮችን ለመሞከር የምታደርገው ጥረት እነዛን ነገሮች የማሳካት ትልቅ ጥበብ አለው። አንዳንዴ ደግሞ ከቅርብ ጓደኞቼ ጋር መገናኘትና ማውራት አንዱ የትርፍ ጊዜ ነው። ሀሳብን መለዋወጥ መሳቅና አብሮ ጊዜ ማሳለፍ ሰብአዊ ግንኙነቶቻችንን ያጠናክረዋል ብዬ ነው የማስበው። እኔ ያው ሰው ማህበራዊ ፍጡር ስለሆነ ከሚወዳቸው ሰዎች ጋር የሚያሳልፈው ጊዜ የደስታ መሰረት እንደሚሆኑለት ምንም ጥርጥር የለውም። እዚህ አብሮ ጊዜ በማሳለፍ ከምትወዳቸው ሰዎች ጋር በመሆን ልዩ ደስታ ልዩ ስሜት ታገኛለህ። በአጠቃላይ ያው የትልፍ ጊዜ ማሳለፊያዎቼ ራስህን እንድወድና ህይወትን በአዎንታዊው መልኩ እንድመለከት ትረዱኛለህ። በመሆኑም ስራ አስፈላጊ ነው ግልጽ ነው። ግን ደግሞ ለራስ ጊዜ መስጠትና ነፍሴን የሚያድስ ነገሮችን ማድረግ እኩል ዋጋ አለው ብዬ አምናለሁ ያ ካልሆነ ስራህን በሚገባ እንዴት ማከናወን ትችላለህ? በማንበብ በመጓዝ በማብሰል ከሰዎች ጋር በመገናኘት ትርፍ ጊዜን በአግባቡ መጠቀም ይቻላል። ከታሰበበት ከእነዚህም በተጨማሪ ብዙ ነገሮች መገኘት ይችላሉ። ራስን ዘና ለማድረግ እና አእምሮን ለማደስ ሰውነትን ለመጠገን ደስታን ለማግኘት ማለት ነው።

ከበፊት በጣም በዘለለ መልኩ የቪዲዮ ጥሪዎች አሁን ላይ በጣም ሀይል ያላቸው ነገሮች ናቸው። ምክንያቱም በፊት ከሰዎች ጋር ስንወዳደር ስንገናኝ ማለት ነው ምንደዋወለው በድምጽ ብቻ ነበረ። አሁን ግን ነገሮች ተቀይረዋል። ቴክኖሎጂው ይበልጥ አድገዋል፣ ሩቅ ካሉ ሰዎች ጋርም የመገናኘት አጋጣሚዎችን በጣም ሰፍቷል። ይሄኛው ስለ ግንኙነት ስለ ቴክኖሎጂ እና ርቀትን የሚመለከት ጉዳይ ነው። የቪዲዮ ጥሪ አሁን ላይ የህይወታችን ዋና አካል እየሆነ መጥቷል። በጣም ልዩ ስሜትና ጥልቅ የሆነ ጥቅም ያለው ነገር ስለሆነ ስለእሱ ማውራት በጣም ያስደስተኛል። የቪዲዮ ጥሪ ምንም ጥያቄ የለውም። እንዲያውም አሁን ላይ ከድምጽ ጥሪ ይልቅ የቪዲዮ ጥሪን ነው የሚመርጠው እኔ። እና የቪዲዮ ጥሪን አደርጋለሁ። አዎ የቪዲዮ ጥሪ ዝም ብሎ መነጋገር ሳይሆን የሰዎችን ፊት እያዩ ስሜታቸውን እየተጋሩ መነጋገር ማለት ነው። ያው ርቀት ቢኖርም እንኳን አብረን እንዳለን እንድሰማን ያደርጋል። ምንም ያህል በአካል ባንገናኝም እንኳን ከዛ ሰው ጋር መተያየት አሁን ያለበት አሁን ያሁኑን ጊዜ ሁኔታውን ግልጽ አድርጎ ስለሚያሳይ ከዛ ሰው ጋር እንደተገናኘን አይነት ስሜት እንደሰማን የሚያደርግ ነገር ነው። ስለዚህ ይሄንን አደርጋለሁ። የቪዲዮ ጥሪን በብዛት የምጠቀመው ያው ከቤተሰቦቼና ራቅ ካሉ ጓደኞቼ ጋር ለመገናኘት ነው። በተለይ በስራ ወይም በሌላ ምክንያት መገናኘት ካልቻልን ስልካችንን አንስተን በቪዲዮ ስንደዋወል ያ የናፍቆት ስሜት ይቀንሳል። የሰውን ሳቅና አይን እያዩ ማውራት ልክ በአካል ተገናኝቶ እንደመጨዋወት ያህል ነው። ሌላው ደግሞ ለስራ ነው። ስብሰባዎችን በቪዲዮ ጥሪ ማድረግ ጊዜንና ጉልበትን በጣም ይቆጥባል። ድሮ በቪዲዮ ጥሪ ማውራት ልክ እንደ ተረት ወይም እንደ ፊልም ይታይ ነበረ። አሁን ግን ያው በሄድንበት ቦታ ሆነን ዋትሳፕ ወይም ቴሌግራም ላይ አንድ ቁልፍ በመጫን ብቻ አለምን እናያለን። አንዳንዴ ግን ያው የቪዲዮ ጥሪ የራሱ የሆኑ አስቂኝ ገጠመኞች አሉት። ለምሳሌ የካሜራው አቅጣጫ ተሳስቶ ጣሪያውን ብቻ ስታሳያቸው ወይም ደግሞ ኢንተርኔት ተቋርጦ ፊትህ ተገትሮ ፍሪዝ ሆኖ ሲቀር ይሄ ሁሉ የቴክኖሎጂው አካል ነው። እንደዛ ቀጥ አድርጎ ከርቶ ሰዎች እንዲሳሳቁ ሁላ የሚፈጠርባቸው አጋጣሚዎች አሉ። በእርግጥ የቪዲዮ ጥሪ ለማድረግ ጥሩ ኢንተርኔት እና መብራት ያስፈልጋል። አንዳንዴ ደግሞ ካሜራ ፊት መቅረብ ለማይፈልጉ ሰዎች ምናልባት ትንሽ ሊያስቸግራቸው ይችላል። ግን ለኔ ጥቅሙ ይበልጣል። በተለይ በበዓላት ወቅት ወይም ልዩ ቀን ሲሆን በቪዲዮ ደውሎ አብሮ ደስታን መካፈል ትልቅ ዋጋ አለው። የቴክኖሎጂው ሰብአዊ ግንኙነቶቻችንን ይበልጥ እንዲጠነክር አድርጎታል። በአሁን ጊዜ እና ይሄን መጠቀምም የህይወታችን ግዴታ የሆነ እንዳለ እንዲሰማኝ ያደርጋል። አንዳንዴ ደግሞ የቪዲዮ ጥሪ ላይ ሲሆን ራሴን በካሜራ እያየሁ ፀጉሬን የማስተካክልበት ጊዜ አለ። የሁላችንም ልማድ ይመስለኛል። እኔ ያው ዋናው ነገር የሰዎችን ፊት እያዩ ደህና ነህ መባባሉ ነው። ያ የፊት ገጽታና ፈገግታ በድምጽ ብቻ ከሚገኘው ግንኙነት በላይ ትርጉም አለው። ስለዚህ እንደዛ ማድረጉት ቆንጆና ተገቢ ነው ብዬ አስባለሁ። እኔ እንደኔ የቪዲዮ ጥሪ ለዘመኑ ሰው ትልቅ ስጦታ ነው። ርቀትን ይቀንሳል፣ ቤተሰቤንና ጓደኛን ያገናኛል፣ ያቀራርባል። እኔም ይህንን ቴክኖሎጂ በየቀኑ በደስታ ለመጠቀም የቻልኩትን ሁሉ ጥረት አደርጋለሁ። አንዳንድ ነገር ደግሞ ስልጠናዎችስ የሚሰጡ አሉ። ትምህርቶቼን፣ ቱቶሪያሎችን መውሰድ ስፈልግ የግድ በቪዲዮ እየተያየን የሚሆንበት ጊዜ አለ። የገቡትን ሰዎች ለማወቅ፣ ለመከታተል እና ነገሮችን ይበልጥ ቀላል ለማድረግ አንድ ትልቅ አዳራሽ ውስጥ ሰዎችን ሰብስቦከማስተማር ይልቅ ቤቱ በየቤታቸው ሆኖ ምንም ወጪ ሳያወጡ ለኢንተርኔት ብቻ ከፍለው እዛው ባሉበት ሆነው እንዲከታተሉ ማድረግ ትልቅ ነገር ይጠይቃል። እርግጥ አንዳንዴ ፍጥነቱ ምናምን ሊያስቸግር ይችል ይሆናል። ግን ያንን እንዳለ ሆኖ እሱን ችግር ቀርፎ ከቤት ሆኖ ያንን ነገር ማድረጉ በጣም ትክክል ይመስለኛል። ያን ያህል የራቀ የረቀቀ ነገር መጠቀም አያስፈልግም። ምናልባት ትልልቅ ሰዎች ያንን ነገር ላያውቁ ይችላሉ። አያቶቻችን ምናልባት ያረጁ እናቶቻችን አባቶቻችን ይሄ መጠቀም ሊከብዳችሁ ይችላል። ግን እነሱንም እንዲጠቀሙ አበረታታቸዋለሁ። በቻልኩት መጠን እንዴት መጠቀም እንዳለባቸው ለእነሱም ለማሳየት ትረት አደርጋለሁ።

መተግበሪያዎችን በጣም ሁሉም ሰው የሚጠቀም የሚጠቀማቸው ነገሮች ናቸው ብዬ ነው የሚያስበው። ምክንያቱም አንድ መተግበሪያ ስልካችን ላይ ከለለ፤ እሱን ነገር መጠቀም አንችልም። ወይም ደግሞ ያለመተግበሪያ አንድ ስልክ ልሰራ አይችልም፤ ከዚህ አንፃር ሁሉም ሰው መተግበሪያዎችን ያወርዳል ብዬ ነው የማስበው ይህም የቴክኖሎጂን ፍላጎቴን እና የዲጂታል ህይወቴን የሚዳስስ ነገር ነው። በጣም ንቁና ዘመናዊ የሆኑ ነገሮች አሉት፤ በውስጡ መተግበሪያዎች ማውረድ የእለት ተእለት ተግባራችን መንገድ ነው እና ነገሮችን የምናቀልበት መንገድ ነው ስለ ጥቅማቸው፤ እንደውም ስለ ምርጫቸው፤ እንደየሰው ፍላጎት ይለያያል ብዬ ነው እኔ የማስበው እኔ፤ ለኔ መተግበሪያዎች የህይወት ረዳቶች ናቸው፤ እንደዛ አድርጌ ነው የሚቀበላቸው መተግበሪያዎችን። እና በደንብ አወርዳችኋለሁ መተግበሪያዎችን። መልሴ አዎ ነው በየጊዜው ህይወቴን የሚያቀሉ አዳዲስ መተግበሪያዎችን መፈለግና መጫን፤ ደስ ያሰኘኛል ልጅ ወርካታና ሰላም ይሰጠኛል። ስልኬን እንደ ስልክ ብቻ ሳይሆን እንደ ሁለገብ መሳሪያም ነው የምጠቀመው። በእነዚህ መተግበሪያዎች አማካኝነት ማለት ነው እንደዚህ የተለያዩ ህይወት ክፍሎቼ የተለያዩ መተግበሪያዎችን በመጠቀም ቀለል ያለ ህይወት ለመምራት እሞክራለሁ። እኔ በብዛት የማወርዳቸው መተግበሪያዎች ለሶስት ነገሮች ናቸው፤ ለስራ፤ ሁለተኛ ደግሞ ለመዝናኛና፤ ሶስተኛ ለትምህርት። ለምሳሌ ለስራ የሚሆኑ የፋይል ማደራጃዎች፤ የቪዲዮ ጥሪ መተግበሪያዎችን፤ እና የባንክ አገልግሎቶችን አወርዳለሁ። በቃ ባንክ ሳልሄድ በስልኬ መተግበሪያ ክፍያዎችን መፈጸሜ ትልቅ እፎይታ ነው የምሰጠኝ። ለመዝናኛ ደግሞ የሙዚቃ ማዳመጫና ፎቶ ማቀናበሪያዎችን ይጠቀማለው። መተግበሪያዎች ያው አለማችንን በትንሽ ስክሪን ውስጥ አጠቃለው ይዘውልን መጥተዋል በአሁን ጊዜ፤ እቤታችን ሆነን ትንሽ የስክሪን ከፍተን በሞባይላቻችን ያንን ነገር እናደርጋለን እናያለን። ተዝለኛል መጀመሪያ ስማርት ፎን በያዝኩበት ሰሞን አፕሊኬሽን ማውረድ ያን ያህል አስደሳች ምን ያህል እንደነበር ትዝ ይለኛል። በጣም አስደሳች ነገር ነበረ፤ ፕሌይ ስቶር ወይም አፕ ስቶር ውስጥ ገብቼ አዳዲስ ነገሮችን ሳስስ፤ ሰዓታት ያልፉ ነበር በዛ ነገር። አሁን ግን በብዛት የማወርደው በትክክል የሚያስፈልገኝን ብቻ ነው፤ ያማረኝን ብቻ አይደለም ከላይ ፎቶውን አይቼ ቆንጆ ስለሆነ ብቻ አይደለም የማወርደው። ስልኬ ላይ ብዙ ጥቅሞች ጥቅም የሌላቸው ነገሮች ተከማችተው ቦታ እንዲይዙና ስልኬ እንዲያዘገዩት አልፈልግም። ስለዚህ ጥራትና ጥቂም ያላችሁን መተግበሪያዎች መርጦ ማውረድ ትልቅ ብልሃት እንደሆነ ነው የምሰማኝ። ደስ ስላለኝ ብቻ አላወርድም ማለት ነው፤ የመርጬ የሚጠቅሙኝን እነዛን መርጬ ነው የማወርዳቸው ማለት ነው። አንዳንዴ ደግሞ አዲስ መተግበሪያ አውርደህ አጠቃቀሙ ሊያታግልህ ይችላል። በዚህ ጊዜ ትንሽ ብስጨት ልትል ትችላለ። ህ እንደት ነው የሚሰራው ብለህ፤ ቲቶሪያል የሚታይባቸውን የሚታይባቸውም ግዛቶች አሉ ያንን አፕሊኬሽን ወይም ያንን መተግበሪያ እንዴት እንደምሰራ የሚያስረዳ ቲቶሪያል ማለት ነው። ግን አንዴ ያንን ነገር ከለመድከው በኋላ እንዴት እስካሁን ያለዚህ ኖር ነበር ብለህ ደግሞ ትገረማለህ። በጣም ጥቅሙ ግልጽ የሆነና ትረዳውና ማለት ነው። በተለይ ቋንቋ መማሪያ ወይም ጤናን መከታተልያ መተግበሪያዎች ያው ለግል እድገቴ ትልቅ አስተዋጽኦ አድርገውልኛል። እና ተግባራዎችን ተጠቅሜ አዳዲስ ቋንቋዎችን መማር እና እነሱን መልመድ በጣም የምወደው ነገር ነው፤ ህይወትን ቅለል ያደረጉልኝ ነገሮች ናቸው። እርግጥ ነው መተግበሪያዎችን ስናወርድ ለደህንነታችን መጠንቀቅ አለብን። ለምሳሌ የግል መረጃችንን የማይሰርቁና የታወቁ መተግበሪያዎችን ብቻ መጠቀሙ በጣም ቆንጆ ነው እኔም እንደዛ ነው የማደርገው። ቴክኖሎጂውን ስንጠቀም፤ በጥንቃቄና በንቃት መሆን እንዳለበት አምናለሁ ሁላችንም ማለት ነው፤ በኋላ ላይ አደጋ ላይ ከምንወድቅ ማለት ነው። መተግበሪያዎች የዘመናዊ ህይወት ሞተሮች ናቸው። ስለዚህ አንድ ነገር ደግሞ ያለም ሞተር መንቀሳቀስ አይችልም። እኔም አዳዲስ እና ጠቃሚ መተግበሪያዎችን፤ በማውረድ ራሴን ከቴክኖሎጂው ጋር ለማመሳሰል እጥራለሁ። ወደፊትም ህይወታችንን ይበልጥ ቀላል የሚያደርጉ ድንቅ መተግበሪያዎች እንደምመጡ ምንም ጥያቄ የለውም። እና እነሱን ተስፋ በማድረግ እጠባበቃለሁ ማለት ነው። ስለዚህ ለስራዬ፤ ለመዝናኛዬ፤ እና ለህይወቴ ለሚያስፈልጉ ለትምህርታዊ ነገሮች አወርዳቸዋለሁ።

ዋና ብዙ ጥቅሞች ያሉት ነገር ነው። ስፖርት ጋር ይያያዛል ተግዳሮቶች አሉት ከመዝናኛ ጋርም ያያዛል። የጤንነት ጥቅምም አለው። አንድ ሰው መዋኘት ቢችልም ባይችልም ስለ ሂደቱና ስለ ውሃው። ያወራል ስሜት የሚሰጥ ነገር ነው ስለ ዋና ሲነሳ ዝም የሚል ሰው አለ ብዬ አላስብም እኔ ማለት ነው። ወደ ራሴ ግን ከመጣው መዋኘት ከውሃ ጋር የሚደረግ ፊልሚያና የሚያስገኝ ሰላም የሚያስገኝ ነገር እንደሆነ ነው የማስበው እኔ። መዋኘት ትችላለህ ተብዬ ቢጠየቅ መልሴ አዎ በደንብ ባይሆንም ውሃ ላይ ራሴን ለማንሳፈፍ ግን እሞክራለሁ የሚል ይሆናል። ያው መዋኘት ለኔ ዝም ብሎ ስፖርት ሳይሆን ፍጹም ነጻነት የሚሰማኝ የሚሰማኝ እንዲሁም ደግሞ የሰውነትን ጥንካሬ የምፈትሽበት ድንቅ ተግባር ነው። በዋና ውስጥ ነጻነት ትግልን ለአላማ መታገልን ቆራጥነትን የመሳሰሉ ነገሮችን አገኝበታለሁ እና እንዲሁም የሰውነት ጥንካሬን እፈትንበታለሁ። በጣም ድንቅና ልዩ ተግባር ነው። ያው መዋኘት የሚሰጠው ስሜት ለየት ያለ ነው። ውሃ ውስጥ ስትገባ መጀመሪያ ያ የቅዝቃዜው ስሜት ይሰማሃል። መላ ሰውነትን ይቀሰቅሰዋል። ውሃ ሲነካ እንዴት ነው ሰውነትህን ክምሽሽ የሚለው? ከዚያ ግን እጅና እግርህን እያወዛወዝክ ውሃውን ስትቀዝፈው የመቅለል ስሜት ይሰማሃል ቀለል ይልሀል ሙቀትም ይመጣል ማለት ነው። መዋኘት የሰውነትን ድካም የሚያስወግድና አእምሮንም የሚያረጋጋ ምርጥ እንቅስቃሴ ነው ብዬ ነው እኔ የማምነው። በተለይ በሞቃታማ ቀናት ገንዳ ውስጥ ገብቶ መዝናናት በጣም ትልቅ እረፍት የሚሰጥ ነገር ነው እንደዛ ለማድረግ እሞክራለሁ። ስለዚህ ሰውነቴ ሲንቀሳቀስ ውሃው ላይ ሲሆን ቆዳው ላይ ቆዳዬ ላይ የሚሰማኝ ያ ረጋ ያለ ኩልል ያለ ድምጽ በጣም ልዩ እርካታ የሚፈጥርብኝ ነገር ነው። ትዝ ይለኛል መጀመሪያ መዋኘት ለመማር የሞከርኩበት ቀን ውሃውን በጣም ፈርቼ ነበረ። በቃ ውሃ ውስጥ ብሰምጥስ የሚል ስጋት ነበረኝ። ያንን ፍርሀቴን ለማሸነፍ ብዙ ጊዜ ወስዶብኛል። በቀላሉ አይደለም ዋና የተማርኩት። መጀመሪያ ዳር ዳሩን በመያዝ ከዚያም ቀስ በቀስ እጄን በመልቀቅ በመጨረሻም ራሴን ችዬ መዋኘት ስጀምር የተሰማኝ ኩራትና ደስታ ዛሬም ድረስ ይታወሰኛል። ፍርሃትን አሸንፎ አዲስ ነገር መማር በጣም ትልቅ ስኬት ነው። በጣም ልዩ ትልቅ ስኬት ነው እንደዛ ነው የሚሰማኝ። መዋኘት ከሌሎች ስፖርቶች የምንለየው ያው ሙሉ የሰውነት ክፍላችንን ስለምናንቀሳቅስ ነው በሱ ትከሻችን ይንቀሳቀሳል ስንዋኝ እግራችን ይንቀሳቀሳል። ያተነፋፈስ ስርዓታችን ሁሉ በአንድ ላይ ይሰራል በቃ እነዚህ ሁሉ ነገሮች ተባብረው ይሰራሉ እና ይሄን ሁሉ ይጠይቃል። ዋና ዋኝተህ ስትወጣ የሚሰማህ ያ የጤናማነት ስሜትና የሚመጣው የምግብ ፍላጎት ቃላት ለመግለጽ በጣም ይከብዳል። የምግብ ፍላጎቴንም ጭምር ከፍ የሚያደርግ ነገር በመሆኑ ለኔ በጣም ትልቅ ቦታ አለው። ለኔ መዋኘት ልክ እንደ ቴራፒ ነው። ሁሉንም ጭንቀት በውሃው ላይ ጥለህ ነፃ ሆነህ እንድትወጣ የሚያደርግ ነገር ነው እንደዛ ነው። የሚሰማኝ እና ለዋና ያለኝ ጥልቅ ስሜት በዚህ ሊገለጽ የሚችል ነው። በጣም ጭንቀት ውስጥ ሆነህ ወይ በተለያየ ነገር ተወጣጥረህ ውሃ ውስጥ ገብተህ ስትወጣ። ቀሎህ በጣም ቀሎህ ብቻ አይደለም ቆዳህ የምትወጣ ወይም ሰውነትህ የምትወጣው አእምሮህ በራሱ እረፍት አግኝቶ በብዙ ነገር ታድሰህ ነው የምትወጣው። እርግጥ ነው መዋኘት ጥንቃቄንም ይጠይቃል ምንም ጥያቄ የለውም። ሁልጊዜም ድርቀት ያለውን ቦታ እና የውሃውን ሁኔታ ማወቅ ያስፈልጋል። ደህንነታችን ቅድሚያውን መውሰድ ስላለበት ማለት ነው። የደህንነት መጠበቂያዎችን መጠቀምና በባለሙያ መታገዝ መጀመሪያ ላይ የግድ ነው። ራስህ ራሴን አደጋ ላይ ሳይጥሉ በውሃ ውስጥ መዝናናት ይሄ በጣም ትልቅ ጥበብ ነው ስለዚህ መጠንቀቅ በእጅጉ አስፈላጊ ነገር እንደሆነ ነው እኔ የማምነው። ያው ስናጠቃልለው በአጠቃላይ መዋኘት የህይወት ክህሎት ነው አንድ ሰው መዋኘትን መማር ማለት በጣም ትልቅ ጥበብ ማዳበርን አዲስ ክህሎትን መማርን የሚጠይቅ ነገር ነው። ሰውነታችንን ለማጠንከር እና አይምሮአችንን ለማሳረፍ በጣም ትልቅ ሚና ይጫወታል ብዬ አስባለሁ። ያው እኔም አቅሜ በፈቀደ ቁጥር ወደ ዋና ገንዳ በመሄድ ከውሃው ጋር ጓደኝነት መፍጠር ደስ ያሰኘኛል።

በመስመር ላይ ሙዚቃ ማዳመጥ በጣም አሁን ላይ በጣም የተለመደ ነገር ነው። እና በብዙ ሰው ቢጠየቅ በመስመር ላይ ሙዚቃ ትሰማለህ ወይ ተብሎ አንድ በጣም ስንት ሰው ቢጠየቅ የተለያየ ሰው ምናልባት የተለያየ መልስ ላይሰጥ ይችላል። ሙዚቃን ቴክኖሎጂን እና ዲጂታል ምርጫዎችን የሚዳስስ በመሆኑ በጣም ዘመናዊና የጠለቀ እርካታ ስለሚሰጠው ምቾቱን ምርጫውን በብዛት አንድ ሰው ሊያሳውቅ ይችላል ማለት ነው። ስለዚህ ሙዚቃን በመስመር ላይ ማዳመጥ አሁን ካለንበት ጊዜ ጋር አብሮ የሚሄድ ነገር በመሆኑ በጣም ብዙ ሰው በአንድ የምስማማበት ነገር ያለ ይመስለኛል። እኔም እንደኔ ከሙዚቃ ጋር ተያይዞ ካለኝ ፍላጎት ጋር ተያይዞ በመስመር ሙዚቃ መስማት አለምን በጆሮዬ ይዤ የማስቀመጥ ያህል እንደሆነ ስለምሰማኝ ለዚህ ጥያቄ የምሰጠው ምላሼ አዎ የሚል ነው። እንደውም አሁን ላይ ሙዚቃን በሌላ መንገድ መስማት ጭራሽ የሚታይ ነገር እየሆነልኝ አይደለም። በመስመር ወይም በኢንተርኔት ሙዚቃ ማዳመጥ አለም ላይ ያሉ በሚሊዮን የሚቆጠሩ ዜማዎችን በሰከንድ ውስጥ እጄ ላይ እንደ እንዲገቡ አድርጎልኛል እኔ ማለት ነው። በደቂቃ በአንድ ሰከንድ ውስጥ የተወሰኑ ቃላትን ብቻ በማስገባት ወይም ቁልፎችን በመጫን ብቻ እንዲህ አይነት ነገር በእጄ በቀላሉ እንድገባ ማድረግ እችላለሁ። እና ይሄ በጣም አርኪ እና ቆንጆ ነገር እንደሆነ ይሰማኛል አሁን ጊዜ ማለት ነው። በመስመር ሙዚቃ መስማት ለኔ ትልቁ ጥቅም ምርጫ ነው እንደ ስሜቴ ለምሳሌ ጥዋት ለስራ ስነሳ የሚያነቃቃው ሙዚቃዎችን ማታ ደግሞ ረጋ ያሉ ዜማዎችን በቀላሉ ፕሌይሊስት አዘጋጅቼ አዳምጣለው ይሄም በጣም የሚከብድ ነገር አይደለም። በስልኬ ላይ ሙዚቃ ከማጨናነቅ ይልቅ ወይም በደንብ ከመጫን ይልቅ ዩቲዩብ ሙዚቃ ወይም ደግሞ ስፖቲፋይ በመጠቀም የፈለኩትን ዘፋኝ በማንኛውም ሰዓት ማግኘት እችላለሁ። ይሄ ለኔ ትልቅ የቴክኖሎጂ ስጦታ ነው ብዬ ነው የማምነው። ትዝ ይለኛል ድሮ ሙዚቃ ለመስማት የግድ ካሴት ወይም ሲዲ መግዛት ወይም ደግሞ ሬድዮ ላይ የምንወደውን ዘፈን እስኪመጣ መጠበቅ ነበረብን አስበው ጉጉቱን የምትወደው ሙዚቃ እስኪከፈት ድረስ ያለ ፍላጎትህ ትጠብቃለህ። የምንፈልገውን ዘፈን ደጋግመን ለመስማት ካሴቱን በብእር ሪዋይንድ እያረግን እያሽከረከረን ነው ወደኋላ እየመለስን የምንመለከተው ዛሬ ላይ ሆኜ ሳስበው የምገርም ትዝታ ነው። ያ ጊዜ ስክሪፕቶ ውስጥ እንከታለን ካሰትን ወደኋላ እናሽከረክራለን ከዛ የምንፈልገው መዚቃ እንደግመዋለን አሁን ግን ያ ሁሉ ቀርቶ በጣት ንክኪ የፈለግነውን ስሜት መፍጠር እንችላለን። ምክንያቱም ቴክኖሎጂ ሙዚቃ ለሁሉናችንም ተደራሽ አድርጎታል በአሁን ጊዜ እና በቀላሉ የምናገኘው ነገር ስለሆነ ማለት ነው። እርግጥ ነው በመስመር ሙዚቃ ለመስማት ጥሩ የኢንተርኔት ግንኙነት ወይም የሞባይል ዳታ ያስፈልጋል። አንዳንዴ ኢንተርኔት ስቆራረጥ ሙዚቃው መሃል ላይ በፈረንግልና ይቆያል ይሄ ትንሽ ትዕግስትን ሊያስጨርስ ይችላል እየተሽከረከረ እየተሽከረከረ እየተሽከረከረ ይቆያል። ለዛ ነው እኔ የምወዳቸውን ዘፋኞች ኦፍላይን እንዲሆኑ አውርጄ የማስቀምጣቸው። ከዛ ውጪ ግን በማንኛውም ሁኔታ ያው ሙዚቃው ሳይለየኝ እንዲቆይ ስለምረዳኝ እንጂ አብዛኛውን ሙዚቃን ማዳመጠው በመስመር ላይ ነው ማለት ነው። ወይም የኢንተርኔት አማካኝነት እዛው ከፍቼ ሳላወርዳቸው ወይም ኦፍላይን ሳላስቀምጣቸው ወይም ከመስመር ውጪ ሳላስቀምጣቸው ነው ማለት ነው። በተጨማሪም በመስመር ስትሰማ ያው ቴክኖሎጂው ያንተን ምርጫ አጥንቶ ይህን ዘፈን ትወደው ይሆናል ብሎ አዳዲስ ዘፈኖችን ሲያስተዋውቅህ በጣም ትገረማለህ። በዚህ መንገድ ያው ብዙ ምርጥ የሙዚቃዎችን እና ድምፃውያንን ለማወቅ ችያለው እሱ በሚያረገኝ ምርጫ ማለት ነው። ሙዚቃ ለኔ የነፍስ ምግብ ብል ማጋነን አይሆንም። በመስመር መስማት ደግሞ ያንን ምግብ በየቀኑ በብዙ አይነት ጣዕም እንድትመገብ ያደርግሃል። ከዚህ አንፃር በጣም እወደዋለው። በአጠቃላይ በመስመር ሙዚቃ መስማት የዘመናዊ ህይወት አካል ነው ብዬ ነው የማምነው። እኔ ርቀትንና ጊዜን ሳይወስን የፈለግነውን ዜማ በፈለግንበት ቦታ እንድንሰማ መንገድ ከፍቶልናል። እኔም በየቀኑ አዳዲስና ጥንታዊ ሙዚቃዎችን በመስመር እያዳመጥኩ ራስህን በማዝናናት እርካታን አገኛለው።

ፀሀይ ስትወጣ ካለው ይልቅ ስትጠልቅ ያለው ድባብ እጅግ ያረካል ብለው የሚያስቡ ሰዎች አሉ። እንደዛ የሚመርጡ ሰዎች አሉ፤ እና ለኔ ደግሞ በጣም ፈታኝ የሆነ ነገር ነው። ሁለቱን ማነፃፀር ማለት ነው። ማየት የሚያስደስት ነው የተለያዩ ቀለሞችን ማየት በጣም የሚያስደስት ነው። ከዚህ አንፃር ግራ ሚያጋባ ሁለት ትልልቅ ተወዳጅ የሆኑ ነገሮችን ማወዳደር ይሆንብኛል ማለት ነው። ውበትን፣ እርካታን፣ እርጋታን፣ እንዲሁም ተፈጥሮን የሚዳስስ ነው ይሄ ማለት ነው። በዚህ መሃል ፀሀይ ስትጠልቅ የሚፈጠረው የጠመራ የቀለማት ድብልቅና የምትሰጠው ስሜት በየሰው ላይ የሚያሳድር አንድ ትልቅ ተጽዕኖ እንዳለው ይሰማኛል እኔ እንደዛ ብዬ ነው የምመለከተው። የፀሀይ መጥለቅን ለኔ የቀኑ ማጠቃለያ ሰላም እንደሆነ አድርጌ ነው የማስበው። ደህና ሁኑ የምትልን ነው የሚመስለኝ። ማየት በጣም ነው የምወደው። ለኔ የፀሀይ መጥለቅ በምድር ላይ ካሉ እጅጉ ውብ የተፈጥሮ ትእይንቶች አንዱ ነው ብዬ ነው የማስበው። እንደዛ ነው የማምነው ፀሀይ ስትቀልቅ ማየት ዝም ብሎ ሰማዩን መመልከት ሳይሆን የቀኑን ውጥረትና ድካም የምንሰናበትበት የሰላም ሰዓት እንደሆነኝ ነው የሚሰማኝ። ደህና ሁኑ እመለሳለሁ ብላ ውቤትን ባገናጸፈ መልኩ ተሰናብታ ነው የምትሄድ ነው የምመስለኝ፤ እና ከዛ አንፃር በጣም እወደዋለሁ ይሄኛውን ጊዜ ማለት ነው። ፀሀይ ስጠልቅ ያ የሰማዩ ብርቱካናማ በቀይና በሀምራዊ ቀለማት የተሞላ ቀለም ስታይ በቃ ትልቅ ስዕል ነው የሚመስለኝ ማለት ነው። ያንን ተእይንት ለጥቂት ደቂቃዎች ጸጥ ብሎ መመልከት ለአእምሮ ትልቅ እረፍት ይሰጣል። በተለይ ደግሞ ከፍ ያለ ቦታ ላይ ሆነን ወይም ክፍት ቦታ ላይ ሆነን ፀሀይዋ ቀስ እያለች ከአድማስ በታች ስትሰምጥ ስታይ በቃ አለሙ ሁሉ ጸጥ ያለና ሰላማዊ የሆነ ይመስላል። የመረጋጋት፣ የሰላም ድምጽ እንዲሰማ ያደርጋል። አንድ ቀን ከከተማ ወጣ ብዬ ፀሀይ ስትጠልቅ የተመለከትኩበት አጋጣሚ እንደነበር ትዝ ይለኛል በፊት ላይ የፀሀይዋ ብርሃን በዛፎቹ መሃል ሲያልፍና ጥላው ሲረዝም ያኔ የተሰማኝ የመረጋጋት ስሜት በጣም ልዩ ነበር። ፀሀይ መጥለቋ ቀኑ መጠናቀቁን ብቻ ሳይሆን ለነገ ደግሞ በአዲስ ተስፋ እንደምትወጣ ቃል የምትገባልን ይመስለኛል። እያንዳንዱ ጀንበር መጥለቅ የራሱ የሆነ ታሪክና ውበት አለው። በተለይ ከውሎህ ጋር ሲያያዝ ያሳለፍከው ውሎ በጣም ውጥረት የተሞላበት የተጨናነቀ ከነበረ እሷ ስትጠልቅ እንደምትመለስ ተስፋ ሰጥታህ ነው የምትሄደው። ነገ ተስፋን ይዤልህ እመጣለሁ በማለት ቃል የምትገባ ነው የሚመስለው። የፀሀይ መጥለቅ ያለው ስሜትና መልእክቱ ማለት ነው አንዳንዴ ፀሀይ ስትጠልቅ ፎቶ ማንሳት ደስ ይለኛል። ግን ፎቶ በአይንህ የሚታየውን ያህል ያው ሙሉ ስሜት ልሰጥ አይችልም አይደለ ለዚህ በአካል መገኘትን በጣም እመርጣለሁ። የነፋሱ ቅዝቃዜ፣ የሰማዩ ቀለም መቀየር፣ በዛ ሰዓት የሚሰማው ጸጥታ በውስጥህ የሚፈጥረው ስሜት ተዚቆ አያልቅም። በጣም በጣም ልዩ ስሜት የተቀላቀለ ልዩ ስሜት ይፈጥርብሃል። ብዙን ጊዜ ያንን ሰዓት ራስህን ለመገምገም እና ዛሬ ምን ሰራህ ነገስ ምን ላድርግ ብዬ ለማሰብ እንድጠቀምበት ያደርገኛል። ነገሮችን በዚህ መልኩ ለመንከባከብ እራሴን እንድፈትሽ በሚገባ ይረዳኛል ማለት ነው። እርግጥ ነው ከተማም ውክቢያ ውስጥ ሆነን ይሄንን ውቤት ለማየት ብዙ ጊዜ አንታደልም። ፎቆቹ አሉ ረጃጅም ህንፃዎች፣ ጭሶች አሉ፣ የፀሀይን መውረጃ ሊጋርዱብን ይችላሉ እነዚህ ነገሮች ማለት ነው። ግን ያው እድሉን ባገኘን ቁጥር መስኮት አጠገብ ቆሜ እኔም እንደዛ ለማድረግ እሞክራለሁ ወይም ክፍት የሆኑ ቦታዎች ሄጄ ያንን ድንቅ ትእይንት ማየትን አልዘነጋም። ለኔ ፀሀይ ስትጠልቅ ማየት ልክ እንደ ማሰላሰል ብዬ ነው የማስበው። አእምሮዬን ልቤን ውስጤን የማረጋጋበት እንደ አንድ የማሰላሰያ ሰዓትና እና ጊዜ አድርጌ ነው የምቆጥረው። በአጠቃላይ የፀሀይ መጥለቅ የተፈጥሮ ስጦታ ነው። ከፈጣሪ ዘንድ ያገኘነው በእኛ ለሰው ልጆች የታደልን ልዩ ስጦታ ነው ብዬ ነው የማስበው። ምክንያቱም የፀሀይ መጥለቅን ማድነቅ የምንችለው ብቸኛ ፍጡራን እኛ ስለሆንን ምድር ላይ ካሉት ማለት ነው። ቀኑን በሰላም እንድንጨርስና ለነጌ እንድንዘጋጅ የሚያደርገን ውብ ድልድይ እንደሆነ ውብ መሸጋገሪያ እንደሆነ አድርጌ ነው የማስበው። እኔም ያንን ወርቃማ ሰዓት በሰላምና በምስጋና በማሳለፍ ማድነቅን በጣም እወዳለሁ።

የቀን መቁጠሪያ ትጠቀማለህ ይላል? ይሄ ብዙም አሻሚ የሆነ ጥያቄ አይደለም። ምክንያቱም በየሞባይሎቻችን በየኮምፒውተሮቻችን አንዳንዶቻችን ደግሞ በቤታችን ግድግዳ ላይ ጭምር ያለ ነገር ስለሆነ አንዳንዶቻችን ደግሞ ቢሯችን ጠረጴዛዎች ላይ አሉ ተለጥፈው ባንክ ቤቶች ላይም እንደዛው ግድግዳ ላይ ተለጥፈው ይገኛል እና እንደዛ ስለሆነ ብዙ ሰዎች ከዚህ ጋር በደንብ ስለሚተዋወቅ ያን አላሻሚ ነገር አይደለም። የቀን መቁጠሪያ የኔ የጊዜዬ መሪ ነው። ስለዚህ የቀን መቁጠሪያ ትጠቀማለህ ወይ ተብዬ ብጠየቅ አዎ ነው የምለው የቀን መቁጠሪያ ከሌለኝ ቀኔ ሁሉ የተዘዋወራረቀ እስከሚሆነኝ ድረስ ማለት ነው። የቀን መቁጠሪያን እጠቀማለሁ። ለእኔ የቀን መቅጠሪያ ዝም ብሎ ቀናትን መቁጠሪያ ሳይሆን ህይወቴን በስርዓት የምመራበትና እና ጊዜዬን በአግባቡ የምጠቀምበት መሳሪያዬ ነው ከዚህ አንፃር አዘውትሬ ለመጠቀም የምጥረው ነገር ነው ማለት ነው። የቀን መቁጠሪያ ስለዚህ ሁሌም ከቤቴም ከማንኛውም እሱን በቀላሉ እንዳገኝ ከሚረዳኝ ቦታዎች የማይጠፋ ነገር ነው። እንግዲህ የኔ የቀን መቁጠሪያዬን የምትጠቀመው በዋናነት ለሁለት ነገሮች ነው። አንደኛው ለስራ ቀጠሮዎች ለስብሰባዎች እና ለፕሮጀክቶች ማጠናቀቂያ ቀናት እንዲያስታውሰኝ ነው እሱን የምጠቀመው አንድ ነገር በቀን መቁጠሪያዬ ላይ ካልሰፈረ የመርሳት እድሌ በጣም ከፍተኛ ነው። ከዚህ አንፃር እነዚህን የመሳሰሉ ወሳኝና አንገብጋቢ የህይወት አጋጣሚዎች ሲኖሩ ወይም የህይወት ጉዳዮች ሲኖሩ እሱን ከመጠቀም መቼም ወደኋላ አልልም እንደዚህ እሱን እጠቀማለሁ ማለት ነው። ሁለተኛው ደግሞ ለግል ጉዳዮቼ ነው ለምሳሌ የጓደኞቼ ልደት የቤተሰብ ፕሮግራም እንዲሁም ደግሞ የራሴ የእረፍት ጊዜ የመሳሰሉ ነገሮችን ለማስታወስ እጠቀማለሁ ለምሳሌ የጓደኞቼ ልደት ካለ የግድ እንዳልረሳና አስቸኳይ እንዳይሆንብኝ አጣዳፊ እንዳይሆንብኝ ሳላስበው ግዛው ደርሶ ነገሮች እንዳይበላሹብኝ ለማድረግ ስል እሱን ለመጠቀም ጥረት አደርጋለሁ ማለት ነው። ሁለተኛ የቤተሰብ ፕሮግራሞች ሲሆን ያው የግድ እዛ መገኘት ስላለብኝ ምናልባት ረስቼ ወይ አርፍጄ ወይ የሆነ ነገር ተሯሩጬ ሲያዩኝ ቅር እንዳይላቸው ቦታ እየሰጠኋቸው እንዳልሆነ እንዳይሰማቸው ለማድረግ ግድ በሱ ለማስታወስ እሞክራለሁ። ሌላው ደግሞ የራሴ የእረፍት ጊዜ ነው እዚህ በስራ ላይ ብዙን ጊዜ በመወጠር ስለማሳልፍ የእረፍት ጊዜም ስለሚያስፈልገኝ ያንን ለማስታወስ እጠቀማለሁ። የቀን የቀን መቁጠሪያ ሲኖርህ ያው ጊዜ የለኝም ከሚል ጭንቀት ትገላገላለህ ምክንያቱም ለእያንዳንዱ ነገር ቦታ ስለሰጠኸው ለዚህኛው ነገር ጊዜ የለኝም ለዛኛው ጊዜ የለኝም ብሎ የሚያምታታ ስሜት አይፈጠርብህም ማለት ነው። ድሮ የቀን መቁጠሪያ የምንጠቀመው ግድግዳ ላይ የሚሰቀሉትን ትልልቅ ወረቀቶችን ነበረ በፊት እንደዛ ነበር የምንጠቀመው። ቀኑ ሲያልቅ በደስታ የምን የምናቅደው ወይም ደግሞ ምልክት የምናደርግበት ስሜት ልዩ ስሜት ነበረው። ያቺኛዋን ላይ ስንደርስ ያደረግናት ነገር ላይ ስንደርስ ምልክት እናደርግባታለን እና የኤክስ ምልክት እናደርግባት ምናምን ነበር በዛን ጊዜ አሁን ግን ቴክኖሎጂው ነገሮችን በጣም አቅልሎልናል እና ስልኬ ላይ ያለው የጎግል ካላንደር ቀጠሮ ሲቃረብ ቲንግ ብሎ ያስታውሰኛል እና በሄድኩበት ቦታ ሁሉ የግል ረዳት ሆኖ እንዳገለግለኝ ይሰማኛል። እንደበፊቱ ግድግዳ ላይ ለጥፎ የኤክስ ምልክት እያደረጉ ወይም ይሄን አሳክቻለሁ ማለት ቀርቷል ማለት ነው። እርግጥ ነው ያው አንዳንዴ የቀን መቅጠሪያ በስራዎች ስጨናነቅና ቀኑ በሙሉ ቀይ ሲሆን ማየት ትንሽ ውጥረት ሊፈጥር ይችላል ሁሉንም ቦታ ሞልተን ከሆነ ማለት ነው እንዴ ይሄን ሁሉ መቼ ጨርሰዋለሁ ብለን ልንጨነቅ እንችላለን? ግን ደግሞ ስራዎቹን አንድ በአንድ እያከናወነ ስንሰርዛቸው የሚሰማን እርካታ ስሜትም ይሄ ነው የሚባል አይደለም ትልቅ እድል እንደተቀዳጀን ነው የሚሰማን ጊዜን ማሸነፍ ማለት ያው እቅድን ማሳካት ማለት አይደል ከዛ አንፃር እርካታ ይሰማናል። የቀን መቁጠሪያ ወደ ኋላ ተመልሰህ ባለፈው ወር ምን ሰራህ ብለህ ራስህን እንድትገመግምም ይረዳሃል። እኔም እንደዛ አደርጋለሁ ትርጉም በሌላቸው ነገሮች ላይ ጊዜህን ከማባከን በሚቀጥለው ወር እንድታስተካክል ምልክት ይሰጥሃል። እንዲህ አድርገሃል አሁን በሚቀጥለው አስተካክል ይልሃል ለኔ የቀን መቁጠሪያ ማለት የህይወቴ ካርታ ማለት ነው። ብዬ ነው እኔ የምረዳው

ጥፍር ሲያድግ ጥሩ የማይሆን ገጽታ ያላብሳል ለሰሚውም ማነው ለተመልካቹም ለራሳችንም ጥሩ ያልሆነ እይታ ይፈጥራል ቆሻሻ በውስጡ ይጠራቀማል። እናም ደግሞ መጥፎ መጥፎ አይነት ጠረኖችን ሊያሰማ ይችላል። ስለዚህ በጣም ከባድ የሆነ ስሜት የሚፈጥር ነገር ስለሆነ መጥፎ ነገርን ሊያስከትል ይችላል። ያው ከግል ንጽህና ጋር ራስን ከመንከባከብ እና ከስርዓታማነት ጋር የተያያዘ በመሆኑ በዛ ላይም ደግሞ ቀለል ያለ ተግባር በመሆኑ በቁም ነገር ሊታይ የሚገባ ነገር ነው። እና ስለ ጥፍር መቁረጥ አንድ ሰው ሲያወራ እንዲሁም ሲታይም ምንም ሊሸማቀቅ አይገባም ምክንያቱም የንጽህና እና የዝግጅት ጉዳይ ስለሆነ ማለት ነው። ወደ እኔ ስመጣ ጥፍር መቁረጥ የንጽህና የመጀመሪያ ብዬ ነው የማስበው እና ጥፍሬን እቆርጣለሁ ለዚህ ጥያቄ አዎ ብዬ መመለስ እችላለሁ። እንዲያውም በሳምንት አንዴ ጥፍርን መቁረጥና ማስተካከል ቋሚ ልማዴ ነው ብዬ መናገር እችላለሁ አፌን ሞልች መናገር እችላለሁ። ለኔ ጥፍሬን በአግባቡ መያዝ ዝም ብሎ ውበት ሳይሆን ቀዳሚው የጤናና የንጽህና መገለጫ ነው ብዬ ነው የማስበው። ለምን ጥፍር መቁረጥ ለኔ የራሱ የሆነ ሰዓት ስላለው ማለት ነው። አብዛኛውን ጊዜ ምን አደርጋለሁ ጥፍሬን ለመቁረጥ ከታጠብኩ በኋላ ወይም ደግሞ እሁድ ጠዋት ዘና ብዬ ጥፍሬን እቆርጣለሁ ቁጭ ብዬ ስራዬ ብዬ ማለት ነው። ጠፍሬ ሲረዝም የሆነ የከባድነት እና የሆነ አለመመቸት ያለ እስኪመስል ድረስ ይሰማሃል። በተለይ በስራ ምክንያት ኮምፒውተር ስትጠቀም ወይም የሆነ ነገር በእጅ ስትነካ ረጅም ጥፈር እንቅፋት ይሆንብሃል አንድ ምቾት ይነሳሀል። ጥፍርህን አሳጥረህ ስትቆርጠው ግን በቃ የመቅለልና የጸዳት ስሜት ይሰማሃል። በዛ ላይ ደግሞ ቆሻሻ አፍ እጅህ ማነው ጥፍሬ ላይ ኖሮ ሰዎች ሲመለከቱ የሚሰማህ የመሸማቀቅ ስሜት በጣም የሚያስጠላ ነው በጣም የሚያስጠላ የሚያሸማቅቅ የ የሀፍረት ስሜት ይሰማሃል። ጥፍሬን በአግባቡ ባለመቁረጥህ ማለት ነው። ስለዚህ ስትቆርጠውና ጸድታ አድርገህ ስትይዘው ግን በጣም በራስ መተማመን ኩራት ይሰማሃል ማለት ነው። ልጅ እያለን ትምህርት ቤት ጥፍር ፍተሻ ነበረ ሰኞ ጠዋት አስተማሪዎቻችን እጃችንን እንድናሳይ አዘውትረው ጥፍራችንን ረዝሞ ከተገኘ የምንቀጣበት ጊዜ ነበረ እንደዛ እንድናደርግ ይጠይቁን ነበረ። እጃችንን እንዘረጋለን ጥፍራችን ይፈተሻል ከረዘመ ደግሞ እንቀጣ ነበረ እዚህ እንድናሳጥር እንድንቆረጥ ሁሌ እንበረታታ ነበረ። ያኔ ጥፍር መቁረጥ እንደ ግዴታ ይታየን ነበረ። በዚህ መልኩ ነው ያደግነው እና ያ ነገር ተጽዕኖ አሳድርብኛል ምክንያቱም አሁን ሳድግ ጥንቃቄው ለራሴ መሆኑን ተረድቻለሁ ያኔ ደስ አይለንም ነበር። በዚህ መልኩ ግን መቀረጻችን አሁን ላይ ጤናዬን በአግባቡ መጠበቅ እንድችል ትኩረት መስጠት እንድችል ለራሴ በደንብ እንትን እንድል አድርጎኛል። ጥፍሬን አለመቁረጥ ለቆሻሻና ለባክቴሪያ መራቢያነት ስለሚመች ጤናዬን ለመጠበቅ ሁልጊዜም ጠፍሬን እመርጣለሁ ያው ማሳጠርን ማለት ነው መቁረጥን እመርጣለሁ። ጠፍር ስንቆርጥ ደግሞ ዝም ብዬ አይደለም የሚቆርጠው ለምሳሌ ራስህን ቅርጽን እንዲይዝ ማስተካከል እና ቆዳዬን እንዳይወጋ ጥንቃቄ ማድረግ እወዳለሁ። ንጽህና መጠበቅ ለራስህ ነው አንዱ ንፁህና የተከረከመ ጥፍር ሲኖርህ ከሰዎች ጋር ስትጨባበጥ ወይም ስትገናኝ በራስ የመተማመን ስሜት ይሰጥሃል። እጅ ያው የሰው ልጅ የስራ መሳሪያም ጭምር ነው አይደለ መሳሪያው ደግሞ ጽዱ አድርጎ መያዝ ተገቢ ነው በዚህ መልኩ ሲያዝ። በጣም ልዩ ስሜት እንደሚፈጥር ይሰማኛል እኔ እና ከዚህ አንፃር ነው በጽዳት ለመያዝም ትልቅ ጥረት የማደርገው ማለት ነው። በርግጥ ነው ያው አንዳንዴ በስራ ተወጥረን ጥፍራችንን መርዘሙን ሳናውቀው እንቆይ እንችል ይሆናል ልንዘነጋ እንችል ይሆናል። ግን ያው ልክ እንደዛ አይነት ቆይቼ ከሆነ ባየሁበት በዛች ሰዓት የታጠበ ልብስ እንደመልበስ ያህል ነው አይደለ ጥፍሬን መቁረጥ ቅድሚያ የምሰጠው ነገር ነው። ስለዚህ ራሴን መንከባከብ የሚጀምረውም ከእነዚህ ተናንሽ ነገሮች አንፃር ነው። ራስህ የታጠበ ልብስ ስንለብስ እንደሚሰማን እርካታ ሁሉ ጥፍራችንም ስንቆርጥ እንደዛው ማለት ነው። ጥፍር መቁረጥ የንጽህና ስርዓት ነው ብዬ ነው የማምነው።

የአካባቢዬ ገበያ በጣም የደራ የደመቀ በጣም ሞቅ ያለ ገበያ ነው እና ብዙዎች በጣም የሚመርጡት አይነት ገበያ ስርዓት ያለበት ነው በጣም ሰፋ ያለ ተወዳጅ ብዙ ነገሮችን የያዘ እንደሆነ ነው የማስበው፤ ያየሁትም የተመለከትኩትም በዚህ መልኩ ነው እና አካባቢዬ ላይ ያለውን ገበያ ለመጠቀም ሁሌም ጥረት አደርጋለሁ በተቻለኝ መጠን ማለት ነው ከምን ጋር ይገናኛል ይሄ ያው ከማህበራዊ ግንኙነት ከግብይት እና የኢኮኖሚ ሁኔታ ጋር የሚገናኝ ነገር ነው ለዚህ እነዚህን ነገሮች ስናወራ የሰዎቹን ጫጫታ የቅመመቅመሙን ሽታ እና በዛ ቦታ የሚነገሩ የንግግር ሂደት ቃላትን ሁሉ በአእምሮአችን ትዝ የሚለን ነገር ነው እኔ የአካባቢዬን ገበያ ስገልጸው የህይወት ትርታ ብዬ መግለጽ እችላለሁ በአጭር ቃል ማለት ነው መልሴ በጣም ደማቅ ጫጫታ የበዛበት፤ ግን ደግሞ ፍቅር ያለበት ነው የሚል ይሆናል የአካባቢው ገበታ ማነው ገበያ እንዴት ነው ተብዬ ቢጠየቅ ማለት ነው። ያው ገበያ ማለት ለኔ ዝም ብሎ እቃ መግዣ ሳይሆን የማህበረሰባችንን መስተጋብር እና የእለት ተእለት ኑሮ የምናይበት ትልቅ መድረክ እንደሆነ ነው የማስበው የአካባቢዬን ገበያ ማለት ነው። የአካባቢያችን ገበያ በተለይ ቅዳሜ ጠዋት ልዩ ድባብ አለው። ከየአቅጣጫው የመጡ ገበሬዎችና ነጋዴዎች ምርታቸውን ይዘው ይሰለፋሉ ያ ትኩስ አትክልት ቀለሞች የቅመማ ቅመሞች ሽታ እነዚህ ሁሉ ነገሮች ገና ገበያ ውስጥ ስትገባ አፍንጫህን ያውዳሉ፤ ትዝ ይልሃል ይነገርሃል መለየት ትችላለህ፤ የሰዎቹ ይህን ስንት ነው እና ቀንስልኝ እባክህ የሚሉ የድርድር ድምጽ ደግሞ የገበያው ዋና ሙዚቃ ነው። ገበያው ስትገባ ህይወት በሙሉ አቅሟ ስትተነፍስ ይሰማሃል፤ ብዙ ነገሮች አንድ ላይ ሆነው ልዩ ዜማ ስፈጥሩ ልዩ ቀለም ስፈጥሩ ትመለከታለህ፤ እኔ ትዝለኛል ድሮ ከእናቴ ጋር ወደ ገበያ የምንሄድባቸው ቀናቶች ነበሩ፤ እናቴ ለአንድ ኪሎ ሽንኩርት የምታደርገው ረጅም ድርድር እና በመጨረሻም ተስማምታ ስትገዛ የሚሰማኝ ድል የማድረግ ስሜት ዛሬም ድረስ በፈገግታ ነው የማስታውሰው፤ አሁን ግን ያው ዋጋው እንደ ድሮ አይደለም ነገሮች በጣም ተወደዋል፤ ገበያ ስትሄድ ካለፈው ሳምንት ዛሬ ምን ጨመረ ይሆን? የምል ስጋት ይዘህ ነው የምትሄደው በቃ ባለፈው የገዛኸው ነገር ምናልባት እጥፍ ሁለት ሶስት እጥፍ ጨምሮ ልታገኝ ትችላለህ፤ እና ተደራድረህ ማስቀነስ በራሱ ከባድ ነው ካለው የኑሮ ውድነት ሁኔታ አንፃር ማለት ነው። ያም ቢሆን ግን የገበያው ድምቀት አሁንም አልቀነሰም የአካባቢያችን ገበያ ሌላው የሚለየው ሰዎቹ በሚያሳዩት ቅንነት ነው እኛ አካባቢ ከለመድከው ነጋዴ ጋር ስትገበያይ እንዴት ነህ ቤተሰብ ደህና ነው መባባሉ በቃ በገንዘብ የማይገዛ ማህበራዊ ተሰስር ነው በቃ እቃ በመግዛት ብቻ ከእሱ ጋር ተዋውቀህ የፈጠርከው ትስስር ማለፍ ነው ካለፈው ሳምንት በች ብቻ ገበያ እቃ ስትገዛ ሄደህ የተዋወቅከው ሰው ወዳጄ ሆኖ ልታገኘው ትችላለህ፤ አንዳንድ ጊዜ ነጋደው ምን ልል ይችላል ላንተ ስለሆነ ብር አትጨምር ጀመር እንዲህ ስል ያ የሰውነት መከባበር ትልቅ ዋጋ እንዳለው ትረዳለህ በጣም ልብ የሚነካ የኢኮኖሚ ብቻ ሳይሆን የልብ መገናኛም ጭምር እንደሆነ እንድትገነዘብ ያደርግሃል፤ እርግጥ ነው አሁን ላይ ዘመናዊ የሱፐር ማርኬቶች እየበዙ መጥተዋል፤ እዛ መሄድ ምቾትና ጸጥታ ሊኖረው ይችላል ግን እንደ አካባቢው ገበያ ነፍስ ያለው አይመስለኝም በገበያ ውስጥ ያለው ግፊያ ሳቅና ንግግር በምንም ልትተካው አትችልም እውነተኛ የሆነ ህይወት ያለው እዛ ገበያ ውስጥ ነው፤ እና ብዙዎች የሚገናኙትም ከረጅም ጊዜ በኋላ ተራርቆ የነበሩ ሰዎችም ገበያ ውስጥ ተገናኝተው ሲተቃቀፉ ታያለህ ሰላምታ ሲለዋወጡ ታያለህ፤ ብዙ ነገር ሲደረግ ታያለህ እና ይበልጥ ማህበራዊ ህይወቴን የሚያስተሳስር ነገር እዛ ውስጥ መገኘቱ ይበልጥ ልዩ ያደርገዋል በጣም ቆንጆና ልዩ ያደርገዋል፤ በአጠቃላይ የአካባቢያችን ገበያ ውጣ ውረድ የበዛበት ቢሆንም የጥንካሬያችንና የባህላችን መገለጫ ነው ብዬ ነው የማስበው እና መቀጠል አለብን። እኔም በየሳምንቱ ገበያ እየሄድኩ ትኩስ ምርቶችን መግዛትና ከማህበረሰቡ ጋር መገናኘት ትልቅ የሆነ ደስታ ይፈጥርብኛል በውስጤ፤

ከቤት እንስሳ ጋር ተያይዞ መጥቀስ የምፈልጋቸው ብዙ ነገሮች አሉ ለምን የድሮ እና ያአሁን የቤት እንስሳቶች ስለሚለያዩ ማለት ነው። በፊት የነበሩኝ የቤት እንስሳት እና አሁን ያለኝ የቤት እንስሳት በጣም የተለያዩ ናቸው ምክንያቱም ያው ጊዜ እያለፈ ሲሄድ እንስሳ መቀየርህ አይቀርም እናም ደግሞ ያው እነሱም ማርጀታቸውም ስለማይቀር ማለት ነው። ይሄኛውም ጉዳይ ከምን ጋር ሊያያዝ ይችላል ከፍቅር እንደውም ከጓደኝነት እና ከእንክብካቤ ጋር የተያያዘ ሊሆን ይችላል ማለት ነው እና ከዚህ አንፃር ብዙ ሰዎች የየራሱ የሚወደው የግል የቤት እንስሳት ሊኖሩት እንደምችሉ ምን የሚጠራጠር አይነት ሰው አይደለሁም ስለዚህ እኔም የምወዳቸው የቤት እንስሳቶች አሉኝ ብዬ መመለስ እችላለሁ ማለት ነው። ያው የቤት እንስሳት አለህ? ተብዬ ብጠየቅ ምንም እንደጠቀስኩት አዎ የሚል ነው መልሴ። የቤት እንስሳት መኖር ያው ቤቴን በደስታና በህይወት ይሞላል የምል አመለካከት አለኝ። ለእኔ የቤት እንስሳት ዝም ብሎ እንስሳት አይደለሁም። እንደዛ አይሰማኝም ያለምንም ቅድመ ሁኔታ ፍቅር የሚሰጡ የቤተሰብ አባላት ናቸው ብዬ ነው የማስበው እኔ እኔ በባህሪ ውሻ በጣም እወዳለሁ። ውሻ ካለህ መቼም ቢሆን ብቻህን እንደሆንክ አይሰማህም። አቀባበሉ ሁሉ፣ የሮጠ ወደ አንተ መጥቶ የሚያደርገው ነገር ሁሉ፣ የቀኑን ድካም ሁሉ እንድትረሳ ያደርግሃል። የታማኝነቱና ሁልጊዜ ካንተ ጎን መሆኑ በሰው ልጅ እና በእንስሳት መካከል ያለውን ጥልቅ ግንኙነት ያሳይሃል። ያው ሌሎች እንስሳትንም የሚወዱ አሉ። በተለይ ከድመት ጋር ተያይዞ ኩር ኩር የሚለውን የድመትን ድምጽ በጣም የሚወዱ ሰዎች አሉ እና ሰላም እንደሚሰጣቸው ይሰማቸዋል። እኔም ነበረኝ በአንድ ወቅት ለዚህ ለዚህ ነው ይለያያሉ ብዬ ለመናገር የቻልኩት። በአንድ ወቅት እኔም ነበረኝ እያንዳንዱ የቤት እንስሳ ያው ለቤቱ የተለየ ድባብ አለው። አንዳንድ ቤቶች በቤት እንስሳት ነው ተለይተው የሚታወቁት እና እሱ እሱ ትዝለኛል። ልጅ እያለ አንድ ትንሽዬ ቡችላ ነበረችን አብረን ነበር የምንሮጠው፣ የምንጫወተው፣ ማታ አጠገቤ ነበር የምተኛው፣ የልጅነት ትዝታዬ ትልቅ አካል ነው። ይሄኛው ነገር ማለት ነው። ቡችላዬን ሳስባት ያቺ ቡችዬን በደንብ በልጅነት የምትጠራትን ሳስባት አሁን ላይ በጣም ልዩ ስሜትና እርካታ እርካታ ይሰማኛል። እነሱን መንከባከብ ስትጨምር ሌላ ፍጥረት እየረዳህ እንደሆነ ትረዳለህ እና ሌሎችን የመርዳት ችሎታህ ይጨምራል፣ ርህራህን ታዳብራለህ ከእነሱም የምትማረው ብዙ ነገር አለ። እንስሳት ሳጫውታቸው ለምሳሌ እጄን አፉ ውስጥ ስከት በደንብ አይነክሰኝም ይራራል፣ ይሳሳል ምን ያህል ቢያስብ ነው፤ ምን ያህል ብራራልኝ ነው፤ ብዬ ነው የምደነቀው እና እንዴት ማሰብ ቻለ የሚለው ነገር ራሱ በጣም ያስገርመኛል። በእርግጥ የቤት እንስሳት መያዝ ትልቅ ሀላፊነት ነው፤ ብዙ ነገር ለእነሱ ማድረግ ይጠይቃል። የሚበሉትን ነገር ከማቅረብ እንዲሁም ንጽህናቸውን መጠበቅ ስታመሙ ጭምር ማከም ያስፈልጋል እና ዝም ብሎ ለጨዋታ ብቻ እንደሆኑ አይሰማኝም የቤት እንስሳት ማለት ነው። እንደ ህፃን ልጅ እንክብካቤ ይፈልጋሉ ነገር ግን ያንን ሁሉ ደክመህ ስታደርግላቸው እነሱም የሚሰጡ ፍቅር እና ታማኝነት ከድካሙ በላይ ዋጋ አለው። አሁን ውሻ ረጅም አመት እንኳን ተራርቀህ ብትቆይ ተመልሰህ ስትመጣ ያስታውስሃል፣ ይፈልገሃል ጥለህው ስትሄድ ያውቃል ይከተልሃል የትም ቦታ ብትደርስ ማለት ነው። ያው አንዳንዴ የሰዎች ለምን ቤት ውስጥ እንስሳ ታሳድጋለህ? ብሎ ይጠይቁ ይሆናል እኔ ግን እነሱ የጭንቀት ማስታገሻዎች ናቸው ብዬ ስለማስብ ነው። እጫወታለሁ ከእነሱ ጋር ዝም ብለህ አጠገባቸውን ስትቀመጥና ስታሻሻቸው የምትሰማው የውስጥ ሰላም ሌላ ቦታ አይገኝም በጭራሽ በቤትሽ ደስታንም የምታገኝበት፣ በቤትህ ደስታን የምታጭድበት ነገር እንደሆነ አድርጌ ነው የማስበው። እንስሳት እንደዚሁ ያንተንም ስሜት የመረዳት ተሰጥኦ አላቸው። ስታዘን አብሮ ያዝናሉ፣ ስትደሰት ደግሞ ደስታህን ይጋራሉ። አደጋ ልመጣ ስል ጮሆ ያንን ነገር የማጋራት ነገር አላቸው፣ ውሻ ጥበቃም ጭምር ነው የሚያደርገው አንተን፣ ቤተሰብህን፣ ቤትህን፣ ግቢህን ሁሉ ከአደጋ የመጠበቅ ሀይል አለው እና ፍላጎት አለው እና አደጋ በምመለከትክበት ጊዜ ምልክት ይሰጣል፣ ምልክት ያሰማል ስለዚህ ጥበቃም ጭምር የሚያደርጉልህ ናቸው፣ በአጠቃላይ የቤት እንስሳት የህይወታችን ድምቀት ናቸው መባል ይችላል። ቤትን ቤት የሚያደርጉ እነሱ ናቸው ብዬ አምናለሁ። አንድ ውሻ ያለበት ግቢ እና ውሻ የሌለበት ግቢ እኩል አይታይም። ምልክት ሆኖ ሊታዩ ይችላሉ። ውሻችሁ በጣም ሰው ይወዳ፣ ሊሉ ይችላሉ ወይም ውሻችሁ ልተናኮል ሊሉ ይችላሉ በዚህም ሰው ሊለይ ይችላል። ያው እኔም ካለኝ ታማኝ የቤት እንስሳት ጋር የማሳልፈው ጊዜ ሁል ጊዜም በደስታ የተሞላ ነው እና በጣም ደስ ይለኛል።

የምትወደው የምትወደው መጠጥ ምንድነው? በጣም ብዙ ነው ይሄ ነው ተብሎ መገለጽ በጣም እስክከብድ ድረስ ማለት ነው። እና እነዚያን መጠጦች መጠጣት ለእኔ ከምሰጠኝ እርካታ አንዳንዴ ደግሞ ለጤናም የሚሰጡት ጥቅሞች ስላለው ከዚህ አንፃር ብዙ ናቸው የሚጠጣቸው መጠጦች ማለት ነው። እና ከሚጠጣቸውም ደግሞ በጣም የሚወዳቸው ይሄንንም ከጣዕም ጋር ከስሜት ጋር እንዲሁም በቃ ማህበራዊ ህይወት እና ከባህል ጋር አያይዤ ይዤ መጥቀስ እችላለሁ አንዳንዴ በጣም ዘና ያለ እና ማራኪ ዘና የሚያደርግ እና ማራኪ ጣዕም ያለው ነገር ልታገኝ ትችላለህ። እና አንዳንድ ሰዎች ስለሚወዱት መጣጦች ሲያወሩ ሁሉም በደስታ ነው የሚያወሩት እና አንዳንዶች ደግሞ ሊሸማቀቁ ይችላሉ ምክንያቱም ተቀባይነት የሌላቸውም አይነት የመጠጥ አይነቶችም ስላሉ ማለት ነው። የኔ የመጠጥ ጋር ተያይዞ ያለው ነገር የምወደው መጠጥ የእለት ተእለት እርካታ ስለሆነ ጭምር ነው። አንደኛ የምትወደው መጠጥ ምንድነው? ተብዬ ብጠየቅ ቀጥታ የሆነ አንድ የሚሰጠው መልስ ምንድነው እንደ ሰአቱና እንደ ሁኔታው ይለያያል የሚል ነው። ያው ግን ቡና የህይወት መሰረት ነውና ከዚህ አንፃር ቡናን አንደኛ ብዬ መጥቀስ እችላለሁ። ለኔ አንድ ሲኒ ቡና አንድ ሲኒ በጣም ጥሩ ቆንጆ የሆነ ቡና መጠጣት ዝም ብሎ መጠጥ ሳይሆን ቀኑን የሚጀምርበት የሀይል ምንጭና አይምሮን የማነቃቃበት መንገድ እንደሆነ ነው የሚሰማኝ። ጠዋት ስነሳ ያ የቡናው መዓዛ ቤቱን ስሞላ የሚሰማኝ ስሜት ገና ሳልጠጣው ንቃት እንድትሰማኝ ያደርገኛል። በተለይ ደግሞ ከቤተሰብ ጋር ተቀምጦ በጀበነ የሚፈላውን የሀበሻ ቡና መጠጣት ልዩ ጣዕም አለው። ያ የቡና ስነ ስርዓት ጪሱና በፈገግታ የታጀበው ወሬ ቡናውን ይበልጥ እንዲጣፍጥ ቡና ለኔ የብቻዬና የጋራዬ ምርጥ መጠጣ ነው በጣም የምወደው መጠጥ ነው። ማለት እችላለሁ ቡናን ማለት ነው። ሌላው ከቡና በተጨማሪ ውሃ ዋናኛ የምወደው መጠጠኝ ነው። ብዙ ሰዎች ውሃን እንደተራ ነገር ያዩታል ግን ቀዝቃዛ ውሃ ተጠምተህ ስትጠጣ የሚሰጥህ እርካታ አለ አይደለ እሱ እርካታ ከምንም ጋር ሊነጻጸር አይችልም። ሳውነቴ ሲታደስና ሲቀዘቅዝ ይሰማኛል። በተለይ ከስፖርት በኋላ ወይም ደግሞ በሞቃት ቀን የሚጠጣ ውሃ በቃላት የማይገለጽ እርካታ ያላብሳል ይህን ያህል ቆንጆ የሆነ ምርጥ እርካታን እንደለ እንድንላበስ ያደርገናል። ትዝ ይለኛል ልጅ እያለን የምንወዳቸው ጣፋጭ መጠጦች ያኔ ለስላሳ መጠጥ ትልቅ ሽልማት ነበር ለኛ ለልጆች ማለት ነው ያው ብዙም ስለማይሰጥ ወላጅ ስለሆነ ያንን ነገር የሚመርጠው እሱ በጣም ልዩ ነበር እሱን አገኘን ማለት በጣም በቃ በጣም ልዩ ነበር የሚሰማን ስሜት ማለት ነው። ያው አሁን ግን ጤናዬን ለመጠበቅ ይበልጥ ወደ ተፈጥሮአዊ መጠጦች እያዘነበልኩ እገኛለሁ። ጤናን መጠበቅ ግድ አይደለም በአሁን ጊዜ ስለዚህ ከእሱ ጋር የተያያዘ መጠጥ ላይ ነው በአሁን ጊዜ ብዙ ነው ትኩረት የማደርገው ማለት ነው። ለምሳሌ ትኩስ ሻይ በዚንጅብልና በሎሚ በተለይ ብርድ ብርድ ስልህ ወይም ጉሮሮህን ሲያምህ ያው ፈውስ ስለምሰጥህ እሱ በጣም ድንቅ ነው። መጠጥ ለኔ ለጣዕም ብቻ ሳይሆን ለጤናም ጭምር ነው ከዚህ አንፃር ነው መጠጠን የሚወደውና የምመርጠው። ሌላ ጊዜ ደግሞ ምን ሊያጋጥም ይችላል? ትኩስ የፍራፍሬ ጭማቂዎችንም እወዳሉ ለምሳሌ አቮካዶ ወይም ማንጎ ጭማቂ ያ ወፍራም ጣዕሙና ተፈጥሮአዊነቱ የተለየ የተለየ እርካታ ይሰጠኛል ለኔ ማለት ነው። መጠጥ ስመርጥ ሁል ጊዜም በውስጤ ያለውን ስሜት ነው የምሰማው። ምንድነው? እሱም ዝምታና ሰላም የሚያስገኝልኝ የመጠጥ አይነቶች አሉ ለምሳሌ አሁን ሻይ ንቃት ስፈልግ ሻይንና ቡናን ነው የሚጠጣው እርካታን ስፈልግ ደግሞ ውሃን እመርጣለሁ። ስለዚህ ከስሜቴ ጋር አያይዤ የሚጠቀማቸው የመጠጥ አይነቶችም ጭምር ናቸው ማለት ነው። እንደ ምርጫዬ ተለያይቶ የሚቀመጡልኝ የሚወደው መጠጥ እንደ ስሜቴ ይቀያየራል ብዬ መናገር እችላለሁ። ግን የትኛውንም ብጠጣ ያንን ጣዕም እያጣጣምኩና በምስጋና መሆኑ ትልቅ ደስታ ይሰጠኛል። ሆኖም ግን የማተኮርባቸውና በጣም ይበልጥ የምወዳቸው መጠጦች ሲኖሩ እነሱ ላይ የግል የግድ ትኩረት መስጠቴ አይቀርም። ያው እንደየሰው እርካታችን የፍላጎት መጠናችንም ስለሚለያይ ማለት ነው እንደዝያ ማድረጌ የማይቀር ነው።

የትውልድ ከተማህ የት ነው የሚለው? ይሄ ጥያቄ ስለ ትዝታ ስለ ስራ እና ስለ ማንነት የኋላየን ጉዳይ በጥልቅ በናፍቆት እንዲሁም ልብ በሚነካ መልኩ እንዳስታውስ ያደርገኛል። ምክንያቱም ስለ ትውልድ ከተማ ሲወራ የልጅነት ትዝታ የፍቅር ስሜት እንደዚህ አይነት ነገሮች ስለሚቀሰቀሱ የትውልድ ከተማዬን የተመለከተ ጥያቄ ሲጠየቅ በጣም ደስ ይለኛል። ከዚህ ጋር ተያይዞ ይሄን መሰረት ያደረገ ጥያቄ በተጠየቅኩኝ ጊዜ ደግሞ ለመመለስ ሁልጊዜም ዝግጁ ነኝ። እና በእጅግ የምጓጓለት ጉዳይ ነው ብዬ ነው የማስበው እና ምላሽህንም በዚሁ መንገድ እሰጣለሁ ማለት ነው። የትውልድ ከተማዬ የህይወቴ መጀመሪያ ብየ መጥቀስ እችላለሁ። የትውልድ ከተማህ የት ነው? የሚለውን ጥያቄ ብጠየቅ መልሴ አካልህ የትም ቢሆን ነፍስህም ሁል ጊዜ የምትመለስበት ያደክበት ሰፈር ነው የሚል ይሆናል። ለኔ የትውልድ ከተማ ዝም ብሎ ካርታ ላይ ያለ ቦታ አይደለም። ወይም ማንነቴ የተቀረጸበት የመጀመሪያ ጓደኞቼን ያገኘሁበት እና የህይወቴን ትርጉም መረዳት የጀመርኩበት ቅዱስ ስፍራዬ ነው። ብዬ መመለስ እችላለሁ እና በጣም ብዙ ነገሮቼ የጀመሩበት በትዝታ የተሞላ ያሁኑ ህይወቴ እንዲያምር ቆንጆና ውብ እንዲሆን ያደረገኝ ቦታ እንደሆነ ነው የሚሰማኝ እና እንደዛ ነው የማየው። የትውልድ ከተማዬን እንግዲህ ትውልድ ከተማዬን ሳስብ መጀመሪያ ወደ አእምሮዬ የሚመጣው ያ የሰፈሩ ድባብ ነው። የጎረቤታችን ሰላምታ በየመንገዱ የምታያቸው የታወቁ የተለመዱ ፊቶች አየህ በሄድክበት ሁሉ የኔ ነህ የሚል ስሜት የሚሰጥህ ያ ስሜት በጣም ደስ ይለኛል። ትዝ ይለኛል በየሜዳው ኳስ ስንሮጥ በየዛፉ ጥላ ስር ስንጫወት ያሳለፍነው ያ ጊዜ እኔ አለማችን ያቺው ከተማ ነበረች። እሱ ብቻ እንደሆነች ነበር እንዲያውም የሚሰማኝ ግን በደስታ የተሞላችና በጣም ትልቅ ነበረች። ከተማዬ ለየት የሚያደርጋት የሰዎቹ ቅንነት ነው። አንድ ሰው ለብቻው አያድግም እንደሚባለው እዛ ሁሉም ሰው እንደ አንድ ቤተሰብ ነበረ። ጎረቤት ነው የአካባቢህ ሰው ነው ብዙ ነገር ህን የሚቀርጸው አየህ አንዱ ሲታመም ሌላ የሚጠይቅበት አንዱ ሲደሰት ደግሞ ሰፈሩ ሙሉ የሚጨፍርበት በቃ ያ ህይወት ያ ማህበራዊ ትስስር ዛሬ ላይ ሆኜ ሳስበው ትልቅ ሀብት እንደነበር እረዳለሁ። የከተማዋ ሽታ የገበያው ጫጫታ የቤተክርስቲያኑ ወይም የመስጊዱ ድምጽ በቃ በውስጡ የማይረሳ አሻራ የሚጥሉብህ ናቸው። እዛ እዛ በልጅነት አእምሮ ትልቅ አሻራ ያሳድሩብሃል እጅግ የሚወደድ ልዩ ነገር እንደሆነ እንዲሰማ ያደርግሃ ል እርግጥ ነው። አሁን ከተማዋ ተቀይራ ሌላ ሊሆን ይችላል። አዳዲስ ህንፃዎችም ተሰርተዋል። መንገዶች ተቀይረዋል ብዙ ነገሮች ተለውጠዋል። ግን ያ የልጅነት ትዝታ አሁንም በውስጥህ እንደታሸገ ነው። አንዳንዴ ረጅም ጊዜ ቆይቼ ወደ ትውልድ ከተማዬ ስመለስ ገና አየሩን ስተነፍሰው በየት መጣ የሚል ጥልቅ እረፍት ይሰማኛል ደስ የሚል ስሜት ይሰማኛል። ሌላ ቦታ ቆይቼ ወደዛ አካባቢ ስሄድ ያ ያደኩበት ሰፈር ያ የትምህርት ቤቱ ሜዳው ከልጆች ጋር የምንጫወተው ሄደን የምንቦርቅበት ወንዙ ሄደን የምንራጭበት ያ ሁሉ ቦታ ትዝ እያለኝ ወደ አእምሮዬ ይመጣል። የትም አለም ብዞር ያደኩበት ከተማ ሁልጊዜም በልቤ ውስጥ ቀዳሚውን ቦታ እንደያዘ ይቀጥላል እና እሱን የሚያስታውሱኝ ብዙ ነገሮች ያጋጥሙኛል። ሰዎች የትውልድ ከተማህን ከተማህን ለምን ትወደዋለህ? ብለው ቢጠይቁኝ መልሴ በጣም ቀላል ነው። ምክንያቱም እዛ ቦታ ነው እኔ እኔ መሆንን ነው የጀመርኩት የመጀመሪያ ስኬቴንና ውድቀቴን ያየች ቤተሰቦቼንና ወዳጆቼን የሰጠችኝ ያቺ ከተማ ናት። ትውልድ ከተማ ማለት የህይወት መጽሐፍ የመጀመሪያ ገጽ ማለት ነው። አሁን ያለሁበት ሌላኛው ገጽ ላይ ሊሆን ይችላል ወደፊት ብዙ ገጽ ሄጄ ሊሆን ይችላል ግን የህይወቴ መጽሐፍ የጀመረው በዛች ከተማዬ ስለሆነ ያቺኛዋን ከተማ በጣም እወዳታለሁ። ልዩ ስሜት ትፈጥርብኛለች። በአጠቃላይ የትውልድ ከተማዬ የጥንካሬ ምንጭ ናት እኔነትን የገነባሁበት ማንነቴን ያገኘሁበት ቦታ ነች እሷ የሰጠችኝን እሴቶችና ስነምግባር ይዤ ነው ዛሬ እዚህ ደረጃ ላይ የደረስኩት። ለዚህ ነው ስለ ትውልድ ከተማዬ ሳወራ ሁልጊዜም ኩራትና ጥልቅ ፍቅር የሚሰማኝ

ከይቅርታ ጋር ተያይዞ ያለው ነገር ከምን ጋር ይያያዛል? አንደኛ ከትህትና ጋር ይያያዛል ሁለተኛ ከስነልቦና ጋር ይያያዛል ሶስተኛ ከሰባዊ ግንኙነት ጋር የሚያያዝ ነገር ነው አንድ ሰው ቁም ነገር እኛ ከሆነ ወይም ደግሞ ጥልቅ አክብሮት ለሰዎች ካለው ስለ ይቅርታ መጠየቅ ሲያወራ የድምጽ ቃናው ሁላ ሊቀየር ይገባል በጣም ብዙ እና ደስ የሚል ልዩ ስሜት የምሰጥ ነገር ነው። ይቅርታ መጠየቅ የጥንካሬ እንጂ የድክመት መልእክት አይደለም እኔ በዚህ አምናለሁ አንድ ሰው ሌላውን ሰው ይቅርታ የምጠይቅ ከሆነ ተሸናፊ ማለት አይደለም እንደውም ትልቅ አሸናፊ ነው። ብዙ ነገሮችን ለማስተካከል ካለው ፍላጎትና ግንኙነት ጋራ አያይዤ ስመለከተው ማለት ነው። በመሆኑም አንድ ሰው ይቅርታ መጠየቅ ቀላል ነው ብሎ ቢጠይቀኝ መልስህ ያው ለአንድ ቤት ቀላል ቢሆንም ከልብ ግን ከባድ ሊሆን ይችላል የሚል ይሆናል። እዚህ በጣም ቀላል ነው ቃላት ማውጣት ነው እንግዲህ ሌላው ሰው የሚያስበው እንዲህ የሆነ የቃል አውጥተህ ይሄማ ቀላል ነው ልትል ትችል ይሆናል ነገር ግን ለልብ ከባድ ሊሆን ይችላል ይቅርታም ጠየቅ ዝም ብሎ ቃላትን መናገር ሳይሆን አንዴን ስህተት አምኖ የመቀበል እና ኩራትን የመስበር ትልቅ የሞራል ብቃት ነው። አንድ ሰው በጣም ጀግና ነው እነዚህን ነገሮች ማድረግ ከቻለ ወይም ይሄን ነገር ማሸነፍ ከቻለ ማለት ነው እንደዛ ብዬ ነው እኔ የማምነው ማለት ነው። ብዙ ጊዜ ይቅርታ የሚለው ቃል ለመናገር የምንቸገረው ያው ከተሸነፍን ወይም ክብራችን ከቀነሰ ብለን በምናስበው የተሳሳተ ኩራት የተነሳ ነው አንድን ሰው ይቅርታ ቢጠይቅ እንደተሸናፊ ቆጥረኛል። ወይ ደግሞ ይንቀኛል ብለን የምናስብ ከሆነ የቅጣ መጠየቅ ከባድ ሊሆን ይችላል ነገር ግን ለኔ ይቅርታ መጠየቅ የጥንካሬ ምልክት ነው። በዚህ ነው የማምነው እኔ ስህተትን ስታምን ከራስህ ጋር ሰላም ታገኛለህ በቃ ከራስህ ጋር ትታረ ትታረቃለህ እንዲሁም የበደልከውንም ሰው ልብ ትፈውሳለህ ብዙ ነገሮችን ታደርጋለህ ይቅርታ መጠየቅ ግንኙነቶች እንዳይቋረጡና ቁስሎች እንዲድኑ የሚያደርግ ድንቅ መድሃኒት ነው ብዬ ነው የማምነው። እነዚህ ይቅርታ መጠየቅ የለም አቅልዬ የምመለከተው ጉዳይ አይደለም በብዙ መንገድ በብዙ ነገሮች ከፍ አድርጌ የሚመለከተው ጉዳይ ነው እና ያም ሰው በጣም እንድትጠገን ያደርጋል የተበደለውም ሰው እንዲጠገን ያደርጋል። ይሄ ከዚህ በፊት የተፈጠረ አንድ ነገር ትዝ ይለኛል በአንድ ወቅት በጣም ከምወደው ሰው ጋር ተጣልተን ነበር እና ጥፋቱ የኔ እንደነበር እያወቅኩኝ ይቅርታ ለመጠየቅ ለቀናት ተቸግሬ ነበር በድዬዋለሁ ግን እንዴት አድርጌ ይቅርታ ጠይቀዋለሁ የሚለው ነገር በጣም አስቸግሮኝ ነበረ። ውስጤ ይጨናነቃል እንዲህ አድርግላል ይቅርታ አድርግ ይላል ግን ያው ኩራቴ ከልክሎኝ ነበር እሱን ይቅርታ ከመጠየቅ ማለት ነው። በመጨረሻ ግን እንደ ምንም ድፍረቱን አግኝቼ ይቅርታ ተሳስቻለሁ አልኩት በቃ ያን ጊዜ ከትከሻዬ ላይ ትልቅ ሸክሜ ይወርድልኝ ያህል ነበር። ቀለል ብሎ የተሰማኝ ያኔ ነው ይቅርታ ማደር ማለት ያው አንድን ሰው ይቅርታ መጠየቅ ለበደል ከሰው ብቻ ሳይሆን ለራስህም ነጻነት መሆኑን የተረዳሁት ያንን ነበር። እነዚህ አንድን ነገር አንድን ሸክም ከላያችን ላይ አውልቀን እንደምጣል ያህል እርካታና ኢፎይታ የሚሰጥ ነገር መሆኑን የተረዳሁት ያኔ ነበር ይቅርታ መጠየቅ ያው ብቻውን በቂ ላይሆን ይችላል ይሄ ግልጽ ነው። ግን የጠየከው ይቅርታ እውነተኛ መሆን ይኖርበታል ዝም ብሎ ሰውን እንዲሁ ለማለፍ ብቻ ይቅርታ ከማለት ሳይሆን ወይም ጉዳዩን እንዲሁ ለመፍታት ብቻ በቃ ይቅርታ ብሎ ከማለፍ ሳይሆን ከልብ የመነጨና ድርጊቱን ላለመድገም የቃል የሚገባ አይነት መሆን ይኖርበታል በድምጽ ቃነ ሁላ ልታወቅ ይገባል እንደ አይነት ፍላጎት ያለህ መሆኑ ማለት ነው። እውነተኛ ይቅርታ ያው ሰውን መልሶ የመገንባት ሀይል አለው ይቅርታ መጠየቅን ባህል ያደረገ አንድ ሰው በህይወቱ ብዙ ጓደኞችና ብዙ ሰላምን ያተርፋል። እዚህ ይቅርታ መጠየቅን ራስን እንደመገንባት ውስጣዊ ጥንካሬን እንደማሳደግ አድርጎ አንድ ሰው ሊመለከተው ይገባል ብዬ አስባለሁ። አንዳንዴ ደግሞ ያው ሰዎች ይቅርታችንን ላይቀበሉን ይችላሉ ሆኖም እኛ መጠየቃችን ብቻ ትልቅ እርካታ ይሰጠናል እሱ ተቀበለም አልተቀበለም ምክንያቱም እኛ የበኩላችንን ሰላማዊ መንገድ መርጠናል ያ ሰው ነው እምቢ ይቅርታ መጠየቅ ማለት ያው ከእኔ ኩራት ይልቅ የእኛ ግንኙነት ይበልጣል ብሎ ማወጅ እንደሆነ ይሰማኛል። እዚህ ኩራቴን ዋጥ ማድረግን የምጠይቅ ትልቅ ብቃት እንደሆነ ነው የምትሰማኝ ያው በአጠቃላይ ስንመለከት ይቅርታ መጠየቅ ለሰው ልጅ እድገት በጣም አስፈላጊ ነገር ነው ብዬ ነው እኔም የማስበው እኔም የማምነው። ስህተት የማይሰራ ማንም የለም ግን ስህተቱን አምነው ይቅርታ የሚጠይቅ ግን በጣም ጥቂት ሰው ነው። እኔ በህይወቴ ስህተት በሰራው ቁጥር ያለምንም ማንገራገር እቅርታ ለመጠየቅ እና ሰላሜን ለማስፈን ሁልጊዜም ጥረት አደርጋለሁ። ይህም ደግሞ ከዛ ሰው ጋር ያለኝን ግንኙነት ይበልጥ ንጹህ ያደርገዋል

ቡና ወይስ ሻይ ትመርጣለህ? ይሄ የጣም አሻሚ የሆነ ጉዳይ ነው ምክንያቱም ከሻይ ይልቅ የቡና አፍቃሪዎች በብዛት ስላሉ ማለት ነው። ይሄኛውም ርዕስ ቢሆን ያው በኢትዮጵያ ባህል ውስጥ እጅግ ስር የሰደደና በጣም አመቺ የሆነ የምርጫ የምርጫ ርዕስ ስለሆነ ማለት ነው። ስለ ቡናና ሻይ ስናወራ ወይም ሳወራ ጣዕሙን መዓዛውን ማህበራዊ ትስስሩን ሁሉ ነገር የሚያንፀባርቅ ስለሆነ እንዲሁ በቀላሉ መመለስ በጣም ከባድ ይሆናል ምክንያቱም የግል ፍላጎቶች እንዳሉ ሆነው ግን ከእሱ ጋር ተያይዞ የሚጠቀሱ በህብረተሰቡ ዘንድ ያሉት ነገሮች እጅግ አጓጊ እጅግ አሻሚ የሆነ አጣብቂኝ ውስጥ የሚከት ምርጫ አይነት ነገር እንድትጠቀንብን የሚያደርጉ ነገሮች ናቸው። ያው ቡና ወይስ ሻይ የሚለውን ጉዳይ ስነሳ የጣዕም እና የሁኔታ ምርጫ መሰረት ያደረገ ነገር ይሆናል ማለት ነው። መልሴ አንድ ሰው የትኛውን ትመርጣለህ? ከቡና እና ከሻይ ብሎ ቢጠይቀኝ ምንድነው የሚለው ቡና ያው የነፍሴ ንቃት ነው ብዬ ነው የሚመልሰው ሻይ ደግሞ የሰውነተ እረፍት ነው ብዬ ነው የሚመልሰው ምክንያቱም ሁለቱም የማይነጣጠሉ ነገሮች ናቸው። በጣም የሚወደዱና ለኔም በጣም እንደየስሜቴ የተለያየ አይነት ነገር የምፈጥሩብኝ ነገሮች ስለሆኑ ማለት ነው። እንደ እውነቱ ከሆነ ምርጫዬ እንደ ሰአቱና እንደ ስሜቱ ይለያያል። ግን ቡና በህይወቴ ውስጥ ያለው ቦታ ከሻይም ይበልጣል። እንግዲህ ጠዋት ለስራ ስነሳ ያለ ቡና ቀንን መጀመር ጭራሽ የማይታሰበኝ ነገር ነው። ያ የቡናው መዓዛ የጥቁርነቱን እና የሚሰጠውን ንቃት ጣዕሙ አይምሮዬን ተነስ ስራ ጀምሮ የሚል ይመስለኛል የሚያነቃቃ አይነት ነገር አለው። በተለይ በጀበና ተፈልቶ በእጣን ጭስ ታጅቦ የሚቀርበው የሀበሻ ቡና መጠጥ ብቻ ሳይሆን ባህላችንና አንድነታችንም ጭምር ነው በጣም ልዩ ስሜት የምፈጥርብኝ ጉዳይ ነው። ቡና ለኔ የጉልበት ምንጭ ነው። በሌላ በኩል ደግሞ ሻይ ራሱ የሆነ የሰላምም አለው በተለይ ከሰአት በኋላ ወይም ደክሞኝ ወደ ቤት ስመለስ በዝንጅብልና በሀረግ የተኩስ ሻይ እነሱን እሱን መጠጣት ሰውነቴን ቅልል እንዲል ያደርገዋል። ሻይ የረጋና ለስላሳ ስሜት አለው ቡና ይልቅ ማለት ነው። አንዳንዴ ጉሮሮዬን ሲያመኝ ወይም ብርድ ስሰማኝ ከቡና ይልቅ ሻይ ቀዳሚ ምርጫ ይሆናል። ሙቀትም ጭምር ስለሚሰጥ ወዲያው እንደዚህ ስለሚያደርግ ማለት ነው ምክንያቱም ሻይ የመረጋጋት እና የፍሮውስ መጠጥ ጭምር እንደሆነ አድርጌ ስለማምን ማለት ነው። በልጅነታችን ሻይ በዳቦ የነከረን የምንበላበት ያ ጊዜ በጣም ትዝልኛል ያኔ ቡና ትልልቆች እንጂ ለእኛ የሚፈቀድ ነገር አልነበረም። አሁን ግን ያው አድገን የሁለቱንም ጣዕም መለየት ስንጀምር ምርጫው ከባድ እየሆነ መጥቷል። የሆነ ሆኖ ከጓደኞች ጋር ተቀምጬ ለረጅም ሰዓት ማውራት ከፈለኩ ከሻይ ልክ ቡናን ነው የምመርጠው። መጽሐፍ እያነበብኩ ራስህን ማዳመጥ ከፈለኩ ደግሞ ሻይ ይሻለኛል እሱ ይቀለኛል ስለዚህ ከሰዎች ጋር ሳወራና ከራስህ ጋር ሳወራ መጽሐፍትን ሳነብ ራስህን ስገነባ ራስህን ስፈትሽ የምመርጣቸው ምርጫዎች በጣም የተለያዩ ናቸው እንደዛ እንደሆኑ ነው የሚሰማኝ። እርግጥ ነው አንዳንዴ ማኪያቶ ወይም ካፑቹ ነው የምንል የምንልባቸው ግዛቶች አሉ እነዚህን ቀላቅለን ለመጠቀም የሚሞክራቸው ግዛቶች አሉ። ያው እንዲህ ግን እንደ ዋናው ጥቁር ቡና እና እንደ ለስላሳው ሻይ የሚሆን ጣዕም የለም። ተቀላቅሎ ስለሆነ እነዚህ ነገሮች የሚመጡት ያንን ይተካሉ ማለት አይደለም። በራሳቸው ቡና በወተት ሲሆን እነዚህ በተለያዩ ነገሮች ሲቀላቀሉ የምሰጠው ጣዕም እና ለብቻው ሲሆን የምሰጠው ጣዕም በጣም የተለያየ ነገሮች ናቸው። ሁለቱም በየራሳቸው መንገድ ለህይወታችን ጣዕም እሰጡታል። ሻይንም ብንመርጥ ቡናን ብንመርጥ ሁሉም የየራሳቸው የሚያስተላልፉት ነገር አለ ለምሳሌ አንዱ ለንቃት አንዱ ደግሞ ለእረፍት ያገለግላሉ። በዚህ ሁለቱም በቤቴ ውስጥ አይጠፉም። እንደ ምርጫ የምቀርቡ ናቸው ሰዎችን ጋር ስንገናኝ ቤትም ስንሄድ ቡና ይሁንልሽ አይ ብሎ ነው የሚጠይቁት? እንደየሰው ፍላጎትም ስለምንለያይ ይሄ ምን ያሳያል በቤታቸው ሁለቱም ነገር እንዳለ ከቤታቸው ሁለቱም ነገር የማይጠፉ ነገሮች እንደሆኑ ያሳያሉ። በአጠቃላይ ቡናና ሻይ የሁለት የህይወታችን ሁለት ገጽታዎች ናቸው ወይም የአንድ ሳንቲም ሁለት ገጽታዎች ናቸው ተብሎ ልጠቀስ ይችላል። የትኛውንም ብንመርጥ ያንን ጣፋጭ ጣዕም እያጣጣምኩ የማሳልፈው ያ ጊዜ ሁልጊዜም ደስ የሚል ስሜት እንድትሰማኝ በውስጤ ስለሚያደርጉ እወዳቸዋለሁ

ይሄም በጣም አሻሚ የሆነ ጉዳይ ነው ምክንያቱም ስለ ውስጣዊ ማንነት ስለ ተሰጦ እና ራስህን ስለማወቅ የሚዳስስ ነገር ነው ይሄኛውም ልዩ ችሎታህ ምንድነው የምለው ማለት ነው። አንድ ሰው በጣም ማራኪ በራስህ መተማመን የታከለበት ደስ የሚል ልዩ ችሎታ እንዳለው ሲሰማው ይሄን ጥያቄ መጠየቅ በጣም ያስደስተዋል ምክንያቱም የመኩራት ስሜት በውስጡ ይታያል ማለት ነው። ባደረገው በዛ ነገር ይበልጥ የመተማመን ራሱን የማድነቅ የፈጠራ ችሎታውን ከፍ አድርጎ የመመልከት ብዙ ነገሮችን የማድረግ አጋጣሚ እንዳለው እንድሰማው ስለሚያደርግ ማለት ነው። ስለዚህ በጣም ደስ የሚል የሚወደድ ነገር እንደሆነ ነው የሚሰማኝ እኔ እንደኔም ወደ ራሴም ስመጣ ስለ ግል ችሎታዬ ወይም ስለ ልዩ ችሎታዬ እንዳወራ ስጠየቅ የውስጤ ድምጽ እንደሆነ ይሰማኛል እና በኩራት የማወራበት ጉዳይ ነው። ልዩ ችሎታዬ ምንድነው ብየ ብጠየቅ ምንድነው የኔ ሰዎችን የማዳመጥ እና ስሜታቸውን የመረዳት ችሎታዬ ነው ብዬ ነው የምመልሰው። ይህ በጣም ልዩና የምወደው ችሎታዬ ነው። ለኔ ልዩ ችሎታ ያው ዝም ብሎ በአይን የሚታይ ድንቅ ስራ መስራት የሚዳሰስ ነገር ማድረግ ብቻ ሳይሆን ሌላው ሰው ሊያስተውለው የማይችላቸውን ጥቃቅን ስሜቶችና ሀሳቦች የመረዳት ብቃትም ጭምር ነው ብዬ ነው የማስበው። አንዳንዴ የሚታዩ ነገሮችን ያደረጉ ሰዎች ብቻ ናቸው በሰዎች ዘንድ ብቃት አላቸው ተብሎ የሚታሰቡ ማለት ነው። ወይም አንዳንድ መሳሪያዎችን አንዳንድ ማሽኖችን አቀላጥፎ መጠቀም መቻል ወይም አንዳንድ ቋንቋዎችን መናገር መቻልን እንደ ልዩ ችሎታ አድርጎ እሱ ብቻ የሚቆጥሩ ሰዎች አሉ። እርግጥ ነው እነዚህ ነገሮች ራሳቸውን የቻሉ ልዩ ችሎታ ናቸው። ከሌላ ሰው በተለየ መልኩ አቀላጥፈን መናገር መቻላችን አንድን ቋንቋ ቶሎ መልበል በቻላችን በራሱ አንድ ልዩ ችሎታ ነው። ግን የኔ ከዚህ የተለየ ነው። ይሄ የማዳመጥ ችሎታዬ በብዙ አጋጣሚዎች ረድቶኛል እኔን ለምሳሌ ሰዎች ሲጨናነቁ ወይም ደግሞ ግራ ሲገባቸው ወደ እኔ መጥተው ማውራት ይወዳሉ ለምን እኔ ስለምረዳቸው ማለት ነው። እኔ ደግሞ ዝም ብዬ አልሰማቸውም በልባቸው ውስጥ ያለውን ስሜት ለመረዳት እጥራለሁ ያንን ነገር የተናገሩት ከምን ተነስተው ነው ምንድነው እንዲህ እንዲህ እዲያስቡ ያደረገው የሚለው ነገር ያሳስበኛል? ይህ ችሎታዬ ግንኙነቶቼ ጥልቅና እውነተኛ እንዲሆኑ አድርጓቸዋል። ሰውን ማዳመጥ ማለት ለሰዎች ዋጋ መስጠት እንደሆነ አምናለሁ ቦታ ለሰዎች ቦታ መስጠት ለሰዎች ዋጋ መስጠት እንደሆነ በሚገባ አምናለሁ። ትዝ ይለኛል መጀመሪያ ይሄ ችሎታ እንዳለኝ ያወቅኩበት ቀን ጓደኞቼ ካንተ ጋር ስናወራ ሰላም ይሰማናል ብለውኝ ነበር። ያኔ ነው ይሄ ለኔ ተራ የመሰለኝ ነገር ለሌሎች ጥልቅ ትርጉም እንዳለው የተረዳሁት ከዛ በኋላ ይህንን ተሰጥኦየን ለማሳደግ ጥረት አደረኩኝ መረጋጋትን ትዕግስትን እና በትክክል ለሰዎች መገኘት መቻልን ተለማመድኩኝ። የልዩ ችሎታዬ ለሌሎች ሰው ብርሃን መሆኑን ሳውቅ ይበልጥ ለማብራት ይበልጥ ለማቀጣጠል ይበልጥ ይሄን ነገር ለማድረግ ተነሳሳው ማለት ነው። ከዚህም በተጨማሪ የመማር ፍጥነት ሌላው ልዩ ችሎታዬ ነው አዳዲስ ነገሮችን ቴክኖሎጂዎችን ወይም መረጃዎችን በአጭር ጊዜ ውስጥ የመረዳትና የመተግበር ችሎታ አለኝ። አይምሮዬ ሁል ጊዜ ለአዲስ እውቀት ክፍት ነው። ይህ ደግሞ በስራዬም ሆነ በግል ህይወቴ ሁልጊዜም እንድራመድና ከዘመኑ ጋር እንድራመድ ይረዳኛል። በጣም የምወደው የማደንቀው ሌላኛው ልዩ ችሎታዬ ይሄ ነው። አዲስ ነገርን ቶሎ መልመድ መቻል ከዛ ነገር ጋር ራስን ማዋሃድ ከዛ ለዛ ነገር ደግሞ ምናልባት እንደ መፍትሄ የሚታዩ ነገሮችን መጠቆም ከዙሪያዬ ጋር ከህይወቴ ጋር ከእኔ ጋር ማገናኘት ማገጣጠም እነዚህ ነገሮች በጣም የምወደው ሌላኛው የችሎታዬ ገጽታ ናቸው። እርግጥ ነው ያው አንዳንድ ጊዜ ልዩ ችሎታዬን ለራስህ ጥቅም ብቻ ሳልል ለሌሎችም ለማዋል እጥራለሁ። ብቻዬን አልጠቀመውም ችሎታህን ለሌሎች ስታጋራ ያኔ ነው ትርጉም እንዳለ የምታውቀው። እኔ እያንዳንዱ ሰው የራሱ የሆነ ልዕለ ሀይል አለው ብዬ አምናለሁ። እና የኔ ደግሞ ያው ሰዎችን መርዳት እና አዳዲስ ነገሮችን በፍጥነት መጨበጥ እንደሆነ ይሰማኛል የኔ ልዩ ልዕለ ሃይሌ ማለት ነው። እንደዛ እንደሆነ ነው የማምነው በአጠቃላይ ልዩ ችሎታዬ የማንነቴ መገለጫ ነው። የኔ የኔነት ማንነት የተለይቶ የሚታወቅበት መለያይ እንደሆነ ነው የሚሰማኝ። ይህ ችሎታዬ ነገ የተሻለ ሰው እንደሆንና ለአለም ትንሽም ቢሆን አስተዋጽኦ እንዳደርግ ይረዳኛል። እንዲሁም እኔም ይሄንን ስጦታዬን በምስጋናና በጥንቃቄ መያዜ ችሎታው ሌሎችን እንደምረዳ አምኜ መቀበሌ ልዩ ጥቅም

የህዝብ ማመላለሻ ትጠቀማለህ ይላል? ይሄም ብዙ ነገሮችን የሚዳስስ ርዕሰ ጉዳይ ነው። ከተማ የከተማ ውስጥ ህይወትን የሚመለከት ነው። ከሚታየው ነገር ተነስተህ ትዕግስትህን የምታዳብርበት ነው። እንደውም የማህበራዊ መስተጋብርን የሚዳስስ ልዩ የሆነ ርዕሰ ጉዳይ ነው። ለምሳሌ የህዝብ ማመላለሻ እንደ ታክሲ አውቶብስ ወይም ደግሞ ባቡር ያሉ ነገሮች አሉ እነሱን ስናወራ ውካታ ወረፋ እና አንዳንድ አስቂኝ ገጠመኞችን ገጠመኞችንም ጭምር የያዘ ርዕሰ ጉዳይ በመሆኑ። ስለዚህ ርዕሰ ጉዳይ ማውራት ለእኔን ጥልቅ የሆነ የደስታና እርካታ ስሜት ይሰጠኛል። የህዝብ ማመላለሻ ያው የከተማዋ የደም ስር ነው ማለት ይቻላል። አንድ ከተማ ካለ የህዝብ ማመላለሻ እዛ ከተማ ውስጥ መኖሩ የግድ የግድ የግድ አስፈላጊ ነው። በተለይ ከተማው ትልቅና ሰፊ ከሆነ እነዚህን ነገሮች መጠቀሙ የግድ ለሰው ልጅ አስፈላጊ ነገር ነው። ለእኔ የህዝብ ማመላለሻ የእለት ተእለት ህይወቴ ዋና አካል ነው። እዚህ አንድ ሰው የህዝብ ማመላለሻ እንደሚጠቀም ቢጠይቀኝ ምንም ሳላንገራግር አዎ ብዬ ነው የምመልሰው ማለት ነው። ለኔ ታክሲ ወይም አውቶቡስ መጠቀም የሆነ ዝም ብሎ ከአንድ ቦታ ወደ ሌላ ቦታ መጓጓዣ ብቻ ሳይሆን የከተማዋን ትርታ እንዲሁም የሰዎቹን ስሜት የማይበት ትልቅ የሆነ መድረክ እንደሆነ ነው የሚታየኝ አንድ ትእይንት ነው የሚታየኝ። በእለቱ የሚደረገው በየእለቱ የሚደረገው እነዛ ትርምሶች የአንድ ልዩ የሆነ ስሜት ይፈጥሩብሃል በውስጥህ አንድ ልዩ የሆነ መልእክት ያስተላልፋሉ። እንዲሁ የዕለታዊ ተግባራዊ የምታከናውንበት ጉዳይ ብቻ ሳይሆን ከዛም የተሻገረ ነገር እንዳለው እንድትገነዘብ ያደርግሃል። የህዝብ ማመላለሻ መጠቀም የራሱ የሆነ የፈተናና የራሱ የሆነ ደስታ አለው። ለምሳሌ ጠዋት ስራ ለመድረስ የምታደርገው ሩጫ ምንአልባት አንዳንዴ ከምን ጋር ሊያጋጭህ ይችላል። ረጅም ወረፋና የታክሲ ረዳቱ ሞላ ሞላ የሚለው ጩኸት ግባ የሚለው ጩኸት ከዚህ ጋር እንድትጋጭ ያደርግሃል። በቃ ይሄ ሁሉ ይሄ ሁሉም ያው የከተማ ህይወት ቅመም ናቸው ደስ የሚል ነገሮች ናቸው ራሱን የቻለ አንድ ማጣፈጫ ነገሮች ናቸው። ምን ይሆናል አንዳንዴ ታክሲ ውስጥ ገብተህ ስትቀመጥና ከማታውቀው ሰው ጋር ስለኑሮው ውድነት ወይም ስለ ስፖርት የሆነ ብቻ ወሬ ትጀምራለህ እና የሰዎችን ቅንነትና ማህበራዊነት የምትረዳበትንም አጋጣሚ ይፈጥርልሃል። ታክሲ ውስጥ ቁጭ ብለህ አጠገቤ ካለ ሰው ጋር የማውራት አጋጣሚ በጣም ሰፊ ነው። ብዙ ርዕሰ ጉዳዮችን ልታነሳ ትችላለህ እና እንደዛ አይነት አጋጣሚዎች ደግሞ ማህበራዊ ትስስርን ይበልጥ ከፍ ያደርጉታል። ምን ሆነ ከዚህ በፊት ያው አንድ ቀን ዝናብ እየዘነበ አውቶብስ ስጠባበቅ ቆሜ ነበር እና ሁላችንም ተገፋፍተን የሆነ የጥላ ስር ሄደን ተጠለልን። ከዛ አውቶቡሱ ሲመጣ ያለን ሩጫ እና ትግል ያኔ በቃ በጣም ትንሽ ብስጭት ያለ ስሜት እንዲፈጠርብህ ቢያደርግም። አሁን ላይ ግን እንደ አንድ እዩ አስቂኝ ትዝታ ሆኖ ነው የማየው። የህዝብ ማመላለሻ ያው ትዕግስትን ያስተምርሃል። ያንተን ሰዓት ብቻ ሳይሆን የመንገዱን መጨናነቅ እና የሌሎችንም ሁኔታ አገናዝበህ እንድትጓዝ ያደርግሃል እንደ እንደዚህ አይነት ስሜት ይፈጥርብሃል። በቅርብ ጊዜ ወዲህ ደግሞ አንድ የባቡር አገልግሎት መጥቷል ይሄ ዘመናዊ አውቶቡሶችንም ጭምር አክሎ ማለት ነው እንደዚህ አዳዲስ ባቡሮች እና ዘመናዊው አውቶቢሶች መምጣታቸው ደግሞ ነገሮችን አሁን ላይ ትንሽ ቀለል አድርገውታል። በባቡር መስኮት በኩል ከተማዋን እያዩ መጓዝ ግን ለየት ያለ እይታን ይሰጥሃል ለየት ያለ ስሜት ይፈጥርብሃል። እርግጥ ነው መጨናነቁና ግፊያው አሁንም አለ ይሄኛው የቀረ ነገር አይደለም። ግን ያው ከብዙ ሰዎች ጋር አብሮ መጓዝ ለካ ብቻዬን አይደለሁም የሚል ስሜት ይፈጥርብሃል እንደዚህ የሚታገለው እኔ ብቻ አይደለሁም ለካ ኑሮን ለማሸነፍ እንዲህ ውጣ ውረድን የማሳልፈው ለካ እኔ ብቻ አይደለሁም የሚል ስሜት እንድሰማህ ያደርጋል። ሁላችንም ያው የየራሳችን ጉዳይና መድረሻ ቢኖረንም በዛች አጭር ጉዞ ግን አብረን መጓዛችን የማይቀር ነገር ነው ይሄ ልዩ ስሜት የሚፈጥር ነገር ነው። አንዳንዴ ደግሞ በህዝብ ማመላለሻ ላይ ሆነህ የሰዎችን ንግግር መስማት ወይም የተለያዩ ገጸ ባህሪያትን ማየት ደስ የሚያሰኝ ነገር ይፈጥርብሃል። አንዳንዱ በስልክ ይከራከራል አንዳንዱ በዝምታ መስኮት ያያል አንዳንዱ ደግሞ አጠገቡ ካለ ሰው ጋር ይጫወታል አንዳንዱ ደግሞ ስልኩን ከፍቶ ይመለከታል ብቻ የህዝብ ማመላለሻ የከተማዋ ትንሿ አለም ናት መባል ይችላል። በአጠቃላይ የህዝብ ማመላለሻ መጠቀም ምን ይፈጥራል የትህትናና የትእግስት መለማመጃ ይፈጥራል። እኔም የከተማዋን ሁካታና የሰዎችን ፍቅር እያየሁ በህዝብ ማመላለሻ መጓዝን የህይወቴ አካል አድርጌ

የጧት እለታዊ ተግባሬ ከምን ጋር የተገናኘነው ከስርዓት ጋር። ከተነሳሽነት ጋር እንደውም እንደ አንድ አዲስ ጅማሬ የመሳሰሉ ነገሮች ጋር የተገናኘነው የተቀናጀ መሆኑን የሚጠይቅ ብሩህ መሆኑን የሚጠይቅ ነገር ነው። የጠዋት ዝግጅት አንድን ሰው ቀኑን ሙሉ ለሚኖረው ስሜት ወሳኝ የሆነ ነገር ስለሆነ እኔ በቁም ነገር የሚመለከተው ርዕሰ ጉዳይ ነው የጧቱ ተግባሬ ማለት ነው። የጧት ተግባሬ የቀኔ መሰረት ነው ቀኔ የሚጀምርበት ነገር ነው። የጧት ተግባሬ የተበላሸ ከሆነ ወይም ያልተደራጀ ከሆነ ምን ያህል ነገሮች ልዘበራረቁ እንደምችል ማሰብ አይከብድም። ከዚህ አንፃር አየዋለሁ የ ጠዋት ተግባሬን ማለት ነው። እና የ ከምን አንፃር አየዋለሁ ምንድነው ብዬ አንድ ሰው ቢጠየቅ ጠዋት የምሰራቸውን ትናንሽ ነገሮች የቀኑን ስኬት ይወስኑታል ብዬ ነው የምመልሰው እና እነዛን መዘርዘር አይከብደኝም። ለኔ ጠዋት ማለት ራሴን የምሰበስብበት አይምሮን የማዘጋጅበት አዲስ ተስፋ የምሰንቅበት ልዩ ሰዓቴ ነች። የቀኔን ካርታ የምስልበት የቀኔን መስመሮች የማሰምርበት የእለት ውሎዬን ሁሉ ነገሮችን የማቀናጭበት ጅማሬ ጭምር ነው። የጧት ተግባሬ የሚጀምረው ገና ጎህ ቀድነው መጀመሪያ የማደርገው ነገር አልጋዬን ማስተካከል ነው። ይሄ ቀላል ብመስልም ቀኑን በአንድ ስኬት እንደጀመርኩ እንደሰማኝ ያደርገኛል። ከዚያም አንድ ብርጭቆ ውሃ ጠጥቼ ለጥቂት ደቂቃዎች ጸጥታ ውስጥ እቆያለሁ። ከዛ ያ የጠዋቱ ጸጥታ ይሄ የወፎቹ ዝማሬ ቃና ያልበረዘው አየር ለአእምሮዬ ትልቅ ሰላም ስለምሰጥ ቁጭ ብዬ እነዛን ነገሮች በደንብ እከታተላችኋለሁ መስኮቴን ከፍቼ ፀሀይ ስትወጣ ማየት የወፎቹን ጫጫታ ማዳመጥ እንደዚህ ነገሮች አደርጋለሁ። ቀጥሎ ደግሞ ሰውነቴን ለማነቃቃት ቀለል ያሉ እንቅስቃሴዎቼን አደርጋለሁ። ትንሽ እንጠራራለሁ እዘረጋጋለሁ ጥልቅ ትንፋሽ እወስዳለሁ። ከዛ የአካል ብቃት እንቅስቃሴ አደርጋለሁ። ደሜ በሰውነቴ ውስጥ ስዘዋወርና እንደዚህ ሳደርግ የሆነ ጥንካሬ ስሰማኝ ቀኑን ለመጋፈጥ ዝግጁ እንደሆንኩ ይሰማኛል። እነዚህን ነገሮች አደርጋለሁ። ከዚያ በኋላ ነው ወደ መደምደሚያው የምሄደው እሱንም ከማድረጊያ በፊት ያው በቡና ቡና እጠጣለሁኝ ጠዋት በጊዜ ተነስቼ ወደምወደው ወደ ቡናዬ ሄዳለው። ከዛ ቡናው መዓዛ ሙቀቱ እነዚህ ነገሮች መጨረሻ የማንቂያ ደውሌ የሆኑና ቀኔን ሀ ብዬ እንድጀምር ያደርጉኛል። በፊት ላይ ድሮ ጠዋት ስንነሳ ወዲያው ስልኬን ነበር የምከፍተው ማህበራዊ ሚዲያና ኢሜል በማየት ቀኔን በውጥረት እጀምር ነበር። አሁን ግን ያንን ልማዴን ቀይሬያለሁ። የመጀመሪያውን አንድ ሰዓት ለራሴ እሰጣለሁ የቀኑን ዋና ዋና ስራዎችን አቅዳለሁ። ዛሬ ምን ማሳካት አለብኝ ብዬ ራሴን እጠይቃለሁ? ይሄ ስርዓት ቀኑን ሙሉ በልበ ሙሉነት እንድራመድ ረድቶኛል። እርግጥ አንዳንዴ እረፍዶብን የምንነሳባቸው የምድነግጥባቸው ቀናት አሉ። ሆኖም ግን በተቻለ መጠን ወደ ሰዓት ለመመለስ ጥረት ማድረግ ነው እንጂ መጨነቅ ምንም የሚያዋጣ ነገር የለም። ቁርስ መብላት ደግሞ ሌላው የማይታለፍ ተግባሬ ነው። ገንቢ ቁርስ በልቼ ንጹህ ልብስ ለብሼ ከቤት ስወጣ አለምን ለማሸነፍ ዝግጁ እንደሆንኩ ይሰማኛል። በእነዚህ መንገዶች ራሴን ዝግጁ አድርጌ እለታዊ ጉዞዬን እጀምራለሁ እነዛን ያዘጋጀኋቸውን ነገሮች መልስ ብዬ እከልስና ዛሬማ እነዚህን ማሳካት አለብኝ። ከጊዜም በአግባቡ መጠቀም አለብኝ ብዬ ወስኜ በራስ መተማመኔ ከፍ ብሎ ጨምሮ ያንን ነገር ለማድረግ ቆርጬ እነሳለሁ በዚህ ቀኔን እጀምራለሁ። በአጠቃላይ ስታይ የጧቱ ተግባሬ ራሴን የሚወድበት መንገድ ነው የጧት ተገባሬን በደንብ ካላስተካከልኩ ካላዳራጀው ራስህን እንደምወድ አይሰማኝም ደግሞም ሊሆን አይችልም። አንድ ሰው ራሱን የሚወድ ከሆነ ቀኑን ያቅዳል። እነዛን ያቀዳቸው ነገሮች ደግሞ ተግባራዊ ያደርጋል። ይሄ ስንፍናን በማስወገድ ጊዜውን በአግባቡ በመጠቀም አንድ ሰው ህይወቱን ማሻሻል አለበት ብዬ ነው የማስበው። እኔም ጊዜዬንና ህይወቴን በስርዓት መምራት የሚጀምረው ከዚህ ሆኖ ጠዋት ከማደርጋቸው የተለያዩ እቅዶች እና እንቅስቃሴዎች ማለት ነው ተግባር እለታዊ ተግባሮችን በመጀመር ማለት ነው። በማከናወን አንዱንም ከዘለልኩ ችግር ልፈጠር እንደምችል ቀኔ በውጥረት እንደምሞላ ስለማውቀው ስለዚህ በየቀኑ ጠዋት በአዲስ መንፈስ በመነሳት ቀኔን ትርጉም ባለው መልኩ እጀምራለሁ።

ምን አዲስ ነገር መማር ትፈልጋለህ? የምለው ይሄ ርዕስ ስለ ጉጉት ራዕይ እና የግል እድገት የሚዳስስ ነገር ነው። እዚህ እጅግ በጣም ስሜት ቀስቃሽና ተስፋ የተሞላበት ምላሽ እንድንሰጥ የሚያደርግ ነገር ነው። ምክንያቱም አዲስ ነገር ለመማር ያለኝን ፍላጎት ሳወራ እጅግ ደስ እያለኝ ነው። እና ንቃት ልሰማኝ የጉጉት ስሜት ልሰማኝ ራእይን ቴልእኮይን አላማየን ሁሉ እንዳስብ የሚያደርገኝ ርዕስ ስለሆነ በጣም እጅግ ያስደስተኛል ማለት ነው። አዲስ ነገር ለመማር የምፈልገው አዲስ እውቀት የነፍስ ረሃብ ስለሆነ ነው። ምን አዲስ ነገር መማር እፈልጋለሁ? አይምሮዬ ሁል ጊዜም ለአዲስ እውቀት ክፍት ስለሆነ በይበልጥ የፎቶግራፍ ጥበቤን መማር እፈልጋለሁ አሁን ላይ ማለት ነው። ለኔ አዲስ ነገር መማር ዝም ብሎ መረጃ መሰብሰብ አይደለም። አለምን በሌላ መነፀር ማየት እና ራስህንም በየጊዜው ማደስ ስለሆነ በተለይ የፎቶግራፍ ጥበብን እንደገና ብማርና ችሎታዬን እውቀትን ጥበቤን ባሳድግ እጅግ በጣም ደስ ይለኛል። እንግዲህ ፎቶግራፊን የመረጥኩበት ምክንያት ትዝታዎችን የመቅረጽና ውበት የማድነቅ ልዩ ሀይል ስላለው ነው። በቃ እኔ አንድ ተራ የሚመስል ቅጽበት በካሜራ ሌንስ አማካኝነት የሆነ ትርጉም ያለው ታሪክ አድርጎ መቀየር በጣም ያስደንቀኛል። ለምሳሌ ስለ ብርሃን አጠቃቀም ስለ ቀለማት ድብልቅ እንዲሁም ደግሞ ስለ አቀራረባቸው ስለ አዋዋሃዳቸው በጥልቀት ማወቅ እፈልጋለሁ። ይህ ጥበብ አለምን በዝግታና በትኩረት እንደምመለከት ይረዳኛል ብዬ አምናለሁ። እንደዛ አይነት አመለካከት ስላለኝ እንደ አይነት ጥበብ ስላለኝ የፎቶግራፍ ጥበብን እንደገና ብማርና በሱ ላይ ባተኩር በጣም ደስ ይለኛል። በጣም ትዝ ይለኛል ድሮ ላይ አዳዲስ ነገሮችን ለመጀመር በጣም እፈራ ነበረ ባይሳካልኝስ ብወርቅስ የምል ስጋት ነበረኝ ብሸነፍ ብከሰር ሰዎች ቢስቁብኝስ ጥሩ አስተያየት ባይሰጠኝስ ቢተችስ ቢናቅስ የሚለው ስሜት በጣም ከመማር ወደኋላ ያደርገኝ ነበር። አሁን ግን መማር በራሱ የሆነ ሂደት እንጂ መጨረሻው እንደሌለው ተረድቻለሁ። ለምሳሌ በቅርቡ አዲስ ቋንቋ መማር ጀምሬ ነበር እና መጀመሪያ ላይ ከባድ ቢሆንም ቃላቶቹን መረዳት እና ከሰዎች ጋር መግባባት ስጀምር የሆነ የኩራት ልዩ የሆነ የኩራት ስሜት ተሰማኝ። አዲስ ነገር መማር ለራስ የምትሰጠው ትልቅ ስጦታ ነው። ከዚህ አንፃር ያንን ለመማር ያደረኩትን ጥረት በጣም ላደንቆ ችያለሁ በጣም ሊወደውችያለሁ ማለት ነው። አይምሮህም ደግሞ በጣም ይሰፋል አዲስ ነገር ስትማር ስታውቅ የሚሰማህ በራስ መተማመንህ ጥንካሬ በጣም ከፍላል ይሄ በጣም የሚያጓጓ ቆንጆና ትልቅ ነገር ነው ብዬ ነው እኔ የማምነው ማለት ነው። ከፎቶግራፍ በተጨማሪ ደግሞ ስለ ሰው ሰራሽ አስተውሎት ወይም ስለ ኤአይ እና ስለ ቴክኖሎጂ እድገት በሰፊው መማር እፈልጋለሁ። አሁን ላይ አለማችን በከፍተኛ ፍጥነት እየተቀየረች ስለሆነ ያው ከዘመኑ ጋር አብሮ ለመራመድ እውቀትን ማሳደግ ግድ ነው ብዬ አስባለሁ። እውቀት የሌለው ሰው እንደ ጨለማ ውስጥ ተጓዥ ነው ብዬ ነው የማስበው እና እኔም ደግሞ ሁል ጊዜም በብርሃንና በንቃት መጓዝን ስለምመርጥ እነዚህን አዳዲስ ነገሮችን መሞከር በጣም ደስ ይለኛል። በተለይ ስለ ሰው ሰራሽ አስተውሎት ወይም ኤአይ መማር እጅግ በጣም ቆንጆ ነገር ነው ምክንያቱም አሁን ላይ ህይወቴን እጅግ በጣም ቀላል ቀልጣፋ እያደረገው ነው ያለው እነዚህ ነገሮች እና ብዙዎቹ በሱ ተጠቅሞ ህይወታቸው የተቀየረ ነው። በየጊዜው በየ ቀኑ ማለት በሚቻል ደረጃ አዳዲስ ነገሮች የተጨመሩ ስለሆነ ስለእሱ ይበልጥ ቢማር ደስ ይለኛል ስለ ፕሮምፕት ኢንጂነሪንግ የመሳሰሉ ነገሮችን መማር ደስ ይለኛል። እርግጥ ደግሞ አዲስ ነገር ለመማር ግዝና ትዕግስት ይጠይቃል ምንም ጥያቄ የለውም። በስራና በኑሮ እካታ መሃል ለትምህርት ጊዜ መመደብ በጣም ፈታኝ ሊሆን ይችላል። ግን ያው በቀን ሰላሳ ደቂቃ እንኳን ለአንድ ነገር ብንሰጥ በአመት ውስጥ ትልቅ ለውጥ ማምጣት እንችላለን ማለት ነው። መማር ማቆም ማለት ማርጀት መጀመር ማለት ነው። እንደኔ ያውም የአእምሮ እርጅና እኔ ደግሞ እስከመጨረሻው ተማሪ ሆኜ መኖር እፈልጋለሁ እንጂ ማርጀት አልፈልግም። በአጠቃላይ አዲስ ነገር መማር ህይወትን ጣፋጭ ያደርጋታል የምል እምነት አለኝ አዲስ ክህሎት ሲኖርህ በራሴ መተማመን ስሜት ይጨምራል እድሎች ይሰፋሉ። ስለዚህ እኔም በቅርቡ የፎቶግራፍ ጥበብን በሚገባ ተምሬ የህይወትን ውብ ቅጽበቶች መመዝገብ እፈልጋለሁ። እና በዚህ ላይ ያደረኩትን ለመጀመሪያ

ሰዎችን እንዴት ታስተዋውቃለህ የሚለውን ሪዕስ ከማህበራዊ ስነምግባር እንዲሁም መከባበር እና ከሌሎች ጋር ግንኙነት መፍጠር የሚዳስስ በመሆኑ ይሄ በጣም ትልቅ በኩራት ምላሽ ሊሰጥ የሚገባ ነገር ነው ሰዎችን ማስተዋወቅ ድልድይ የመገንባት ያህል ነው እንደዛ ብዬ ነው የማስበው እኔ እና አንድ ሰው ይሄንን ክህሎት ማዳበር መቻል አለበት ለሁሉም ነገር የማደርገው ነገር በሚገባ በማጠን ምላሽ ልሰጥበት ይገባ፤ ሁሉም ሰው በሙሉ በራስ መተማመን ምላሽ ልሰጥበት የሚገባ ነገር ነው ብዬ ነው የማስበው እና ማዳበር የሚገባው ነገር ነው ብዬ ነው የማስበው እኔ ሰዎችን እንዴት ነው የማስተዋውቀው ሰዎችን ማስተዋወቅ ማለት ያው በሁለት አዲስ ሰዎች የጓደኝነትን በር መክፈት ነው ለኔ እና ሰዎችን ማስተዋወቅ እንዲሁ ዝም ብሎ ሲመ መጥራት አይደለም ሁለቱንም ወገኖች ምቾት እንድሰማቸው እና የሆነ የጋራ የሚያደርጋቸውን ነገር ማመቻቸት ብዬ ነው የማምነው እኔ፤ እርስ በእርስ እንዲተዋወቁ ይበልጥ እንዲግባቡ ስለዚህ የሁለቱንም ማንነት በደንብ ማወቅ ይጠይቃል፤ ዝም ብሎ እንዲህ የመጣልን ማውራት ሳይሆን ወይ እገሌ እባላለሁ ይሄንን የምሰራው ከምለው በዘለለ ትልቅ ትርጉምና ስሜት የምሰጥ ነገር እንደሆነ ነው የማስበውና የሚሰማኝ እኔ ሰዎችን ሳስተዋውቅ ሁል ጊዜም የሚከተለው አንድ መርህ አለ መጀመሪያ የአንዱን ስም ለሌላኛው በግልጽ እናገራለሁ፤ በቃ ስማቸውን በደንብ መጥራት የሆነ ክብር መስጠት ነው ለእነሱ በትክክል ስማቸውን መጥራት፤ ስሙን የማታውቀውን ሰው ማስተዋወቅ ወይም ደግሞ ስሙን አዛብተህ ለሌላው መናገር ለዛ ሰው ክብር እንዳልሰጠው ነው የሚያሳየው ከዛ ምን አደርጋለሁ ተዋወቁ ብዬ አልተዋቸውም ዝም ብዬ በቃ ታወቁ ብዬ አልተዋቸውም ይልቁንም ሁለቱንም የሚያቀራርብ አንድ ነገር እጨምራለሁ ለምሳሌ ይሄ ጓደኛዬ ካሳውን ነው እሱ እንዳንተ የኳስ አፍቃሪ ነው ብዬ ልናገር እችላለሁ፤ ከዛ በመካከላቸው የወሬ በር ይከፈታል ማለት ነው፤ ይሄን ማድረግ ውጥረትን ይቀንሳል። የሆነ ነገር ተዋወቁ እንዲህ እንዲህ ነው ብቻ ከማለት ይልቅ የሆነ በር የሚከፍት ነገር ማስቀመጡ በጣም ቆንጆ ነው ብዬ ነው የማስበ፤ የሆነ ነገር ለኩሶ ማለፍ ይበልጥ እንድወያዩ ለንግግር በር እንድከፍት ማድረግ፤ ምክንያቱም አንዳንዶች ንግግር መጀመር ልከብዳቸው ይችላል አንድ ነገር ማድረግ በጣም ሊከብዳቸው ይችላል እና ያንን የሚቀርፍ ነገር ማድረግ በጣም ቆንጆ እንደሆነ ነው የሚሰማኝ እኔ እና እንደዛ ለማድረግ እሞክራለሁ፤ ጓደኞቼን ወይም ሁለት ሰዎችን አንድ ላይ ሳስተዋውቅ ማለት ነው። እና ያው ውጥረት ከቀነሰ ደግሞ በመካከላቸው ያለው ሰው ምክንያቱም አዲስ ስለሆኑ ሁለቱም ወጥረቱ ከቀነሰ ይበልጥ መግባባት ይችላሉና ነገሮች ይበልጥ መስመር ይይዛሉ፤ ይዋባሉ ማለት ነው ይሄን ማድረግ በጣም ያስደስተኛል። በአንድ አጋጣሚ ሁለት የማውቃቸውን ሰዎች የማስተዋወቅ አጋጣሚ አግኝቼ ነበር እና አሁን እነዛ ዘቦች በጣም ዛሬ ላይ የቅርብ ጓደኛሞች ሆነዋል፤ ያኔ እኔ ባላስተዋውቃቸው ኖሮ ምናልባት ዛሬ ያ ሁሉ ትዝታ ባልኖራቸው ነበር አብረው እና ሰዎችን ማገናኘት የሆነ ትልቅ የምሰጥ ደስታ አለው፤ ያንን ደስታ እንዲያመልጠኝ ስለማልፈልግ እኔም እነሱን ለማስታወቅ ጥረት አደርጋለሁ ማለት ነው፤ ብዙ ሰዎችን በማገናኘት ጥረት አደርጋለሁ፤ ስታስተዋውቅ ደግሞ ያው የሁለቱንም ሰዎች ደረጃ ወይም የእድሜ ልዩነት ግምት ውስጥ ማስገባቱን ጠቃሚ ይመስለኛል እንደዛ እንደሆነ አስባለሁ፤ ምክንያቱም ትልቅ ሰውን ለታናሽ ሰው ማስተዋወቅ የራስ የሆነ ጨዋነትና ስርዓት ሊኖረው ይገባል ማለት ነው፤ ያ ካልሆነ ነገሮች ይወሳሰቡና ይበልጥ ብልሽሽት ይላሉ እንዲህ እንዲህ እንደሆን ደግሞ ከማድረግ ይልቅ እድሜያቸውን። ቦታቸውን ሁሉንም ነገር ማስተዋወቁ ወይም ግምት ውስጥ ማስገባቱ ቆንጆ ነው ብዬ ነው የማስበው አንዳንዴ ደግሞ የሰውን ስም የምረሳበት አጋጣሚ ይፈጠራል። ያኔ መረበሽ እንደሌለብኝ በቅንነት ይቅርታ ስምህ ለግዘው ጠፋብኝ ብሎ መጠየቅና ማስተዋወቁን መቀጠል ይሻላል፤ ከተረበሽኝ ነገሮች ይበልጥ በራስ መተማመን እንደሌለንና እንደምናፍርም የሚያሳይ ነገር ሊሆን ስለምችል ማለት ነው፤ ሰው መሆናችንን ማሳየት እውነተኛነት ነው፤ ስለዚህ ሰዎችን ስናስተዋውቅ በሁለቱም መካከል ያለው ሰው እኔ ከሆንኩኝ የዛን ሰው ፈገግታና አቀራረብ በሰላምታ መለወጥ ለሁለቱም እኩል የሆነ የሰላምታ መስጠት አስፈላጊ ነው፤ እርግጥ ነው በዘመናዊው አለም ሰዎችን በዲጂታል መንገድ እናስተዋውቃለን በኢሜል ወይም በቴሌግራም መልእክት ሰዎችን ስናገኝ ለምን እንደምናስተዋውቃቸው በግልጽ ማስቀመጥም ሊኖርብን ይችላል፤ ማስተዋወቅ ማለት ሰዎችን ብቻ ሳይሆን ሀሳቦችን እና እድሎችንም ማገናኘት ጭምር ስለሆነ ማለት ነው፤ ስለዚህ ሰዎችን ማስተዋወቅ ትልቅ ጥበብ የሚጠይቅ ነገር ነው እኔም በሄድኩበት ቦታ ሁሉ ሰዎች እንዲቀራረቡና አዲስ ጓደኝነት እንዲመሰርቱ በደስታ እና

ከዋና ሀላፊነቶች ጋር የተያያዘው ርዕስ ስለ ስራ አንድ ሰው ስላለው ግዴታ እና ለዛ ነገር ስላለው አስታውቆ አስተዋጽኦ የሚዳስስ በመሆኑ ቁም ነገር ልታስብበት የሚገባ ሀላፊነት ልትሰማው የሚገባ በራስ መተማመን የታከለበት ሊሆን እንደሚገባ ምንም ጥያቄ የለውም ጊዜ የትጋት ስሜትን የሚያንፀባርቅ ነው። አንድ ሰው ስላሉት ዋና ዋና ሀላፊ ነቶች በሚገባ ማወቅ መቻል አለበት ምክንያቱም ሀላፊነት ከተጠያቂነት ጋር ስለሚያያዝ። አንድ ሰው ተጠያቂ የሚሆንበትን ነገር በደንብ ሊያስብበትና ይበልጥ በዛ ነገር ላይ ሊሰራበት ይገባል በሚገባ ላውቃቸው ይገባል አፈጻጸሙን የተሻለ ለማድረግ እንዲመች ማለት ነው። የኔ ዋና ዋና ሀላፊነቶቼ የማንነቴና የስራዬ መሰረቶች ናቸው የሚል እምነት አለኝ። እኔ ከዚህ አንፃር ሰዎች ቢጠይቁኝ በኩራት የማወራበት የተለየ በግልጽ የሚታወቅ ዋና ዋና ሀላፊነቶች አሉኝ። የመጀመሪያውና ዋናው ሀላፊነቴ ያው ራስህንና ቤተሰብህን በስርዓት መምራት ነው። እዚህ ሀላፊነት የምጀምረው ከቤት አይደል። ስለዚህ ለምወዳቸው ሰዎች መገኘት ፍላጎታቸውን ማሟላት ደህንነታቸውን መጠበቅ የትኛውንም የስራ ሀላፊነት ሊተካ የማይችል ትልቅ ግዴታዬ ነው። ይሄ ሁሌም ቅድሚያ ልሰጣቸው ትልቅ ቦታ ልሰጣቸው ለመፈጸም እና ለማከናወን ሁሉም መጣር ያለብኝ ጉዳይ ነው። እና ይሄ ሀላፊነቴ በህይወቴ ውስጥ ለምሰራቸው ሌሎች ነገሮች ሁሉ ጉልበት የምንሰጠኝ ነገር ነው። ውጪ ያለኝን ሀላፊነት በሚገባ በደንብ እየተወጣሁ ቤት ውስጥ ግን እነዛን ነገሮች ካላደረኩኝ የውጪውን ጭምር ነው የሚያዳክምብኝ የስራ ጉልበቴን አቅሜን ያን ነገር የማድረግ ችሎታዬን በእጅጉ ሊጎዳብኝ ሊገልብኝ ይ ችላል። እና በዚህ ረገድ በጣም መጠንቀቅ አለብኝ ብዬ አስባለሁ። በስራዬ ረገድ ደግሞ ዋናው ሀላፊነቴ ያው የተሰጠኝን ተግባራት በሰአቱና በጥራት ማጠናቀቅ ነው። አንድን ስራ ስረከብ ይህ ስራ የኔ ነው የሚል የባለቤትነት ስሜት አለኝ ይሄን ተማምኜ ነው የምቀበለው። ከዛ ችግሮቼን መፍታት ከስራ ባልደረቦችህ ጋር በቅንጅት መስራት እንዲሁም ለተቋማዊ እድገት አስተዋጽኦ ማበርከት የእለት ተእለት ሀላፊነቶቼ ናቸው። ሀላፊነቴን በአግባቡ መወጣት በራሴ መተማመን ስሜቴን እንደሚጨምር አምናለሁ። ስለዚህ አንድን ነገር ተሰጥቶኝ በብቃት ያን ነገር መወጣት ስችል ለምቀጥለውም ስራ የሆነ ሀላፊነት መሸከም እንደምችል ሰዎች እምነት ሊጥሉብኝ የሚገባ ሰው እንደሆንኩ እንደዛ እንድሰማኝ ስለሚያደርገኝ። በደንብ ይበልጥ እንድሰራበት ያደርገኛል እና በራስ መተማመንን በእጅጉ ከፍ ያደርግልኛል። ከዚህ በፊትም የተወጣኋቸው ይሄንን ሲያደርጉልኝ በደንብ መመልከት መቻሌ አሁን ላይ በደንብ እንድተማመን አድርጎኛል ማለት ነው። መጀመሪያ አካባቢ ሀላፊነት መውሰድ በጣም ከባድ እና የሚያስፈራ ነገሮች ይመስሉኝ ነበረ። ብሳሳት ወይም ባይሳካልኝ የሚል ስጋት ነበረኝ። እና አሁን ግን ሀላፊነት ማለት የሆነ እድል እንደሆነ ተረድቻለሁ። በተሰጠህ ቁጥር አንድን ነገር ሀላፊነት በተሰጠህ ቁጥር። የማደግና አቅሜን የማሳየት እድል ታገኛለህ አንድ ነገር አንድ ሀላፊነት በተሰጠህ ቁጥር ያንን ነገር የማድረግ አቅምና ጉልበት ታገኛለህ እና ሀላፊነትን ተቀብሎ በብቃት መወጣት የሆነ ለስኬት ያበቃል እንደዛ አድርጌ ነው የማስበው ማለት ነው። ከዚህም በተጨማሪ የማህበረሰብ ሀላፊነት አለብኝ እንዲሁም ደግሞ እንደ አንድ ዜጋ አካባቢን መጠበቅ ሌሎችን መርዳት ለሰላም የበኩሌን ማድረግ እነዚህ ሁሉ ሀላፊነቶች እንዳለብኝ አምናለሁ። ስለዚህ የምኖረው ከሰዎች ጋር በመሆኑ ለሌሎች መልካም ነገር ማድረግ የሁላችንም የጋራ ሃላፍነት ነው ብዬ አስባለሁ። ሀላፊነቴን መውደድ ማለት ያው ለውጥን መውደድ ማለት አይደል? የዚህ ለውጦችን ለማስተናገድ የቻልኩትን ሁሉ በማድረግ በእነዚህ ነገሮች ላይ የቻልኩትን ሁሉ ጥረት እያደረኩ መስራትን እቀጥላለሁ። ያው ሀላፊነቶቼ ህይወቴን ትርጉም ይሰጡታል። አንድ ሰው አንድ ሀላፊነት እንዳለው ከተገነዘበ ያንን ህይወቱን የሚያባክንበት ምንም ነገር አይኖርም ማለት ነው። ምክንያቱም ያንን ለመፈጸም የሚያደርገው ጥረት ትርጉም ያለው ህይወት እንድኖር ያደርጋል ጊዜውን በአግባቡ እንድጠቀም ያደርጋል አላማ እንድኖረው ያደርጋል ማለት ነው። ሀላፊነት ሲ ኖርህ ያው አላማ ይኖርሃል። አላማ ስኖርህ ደግሞ ያው ለመኖር ምክንያት ይኖርሃል ማለት ነው። ስለዚህ አንድ ሰው ለመኖር ምክንያት ካለው ከዚህ በላይ ምን ይፈልጋል? ስለዚህ እኔም የተሰጠሁኝን ሀላፊነቶች በደስታ በትጋት በታማኝነት እንጂ እንዲሁ በዘልማድ ወይ ግዴታ እንደሆነብኝ ነገር አድርጌ የምቆጥር ከሆነ ያኔ ነገር ለመወጣት ጥረት አላደርግም ማለት ነው። ስለዚህ በትጋትና በተማኝነት ለመወጣት ሁሌ መጣል አለብኝ

ይሄ ማንቂያ ማንቂያ ሰዓት ትጠቀማለህ የሚለው አገላለጽ የጊዜ አጠቃቀምን ዲሲፕሊንን እና የጠዋት ተግባራቶችን የሚዳስስ ነው። እና ሰውኛ እና ስለማንቂያ ሰዓት ወይም ስለ አላርም የሚወራው ነገር አንዳንዴ ደጋግሞ ስለማጥፋት የመሳሰሉ ነገሮች ሊነሱ ይችላሉ እና ከዛ ጋር ጠቅለል ጠቅለል አድርጌ ለመመለስ እሞክራለሁ። ማንቃ ሳዓት ለኔ የጠዋት ጓደኛዬም እንዲሁም ጠላቴም ነው ሁለቱንም የሚያጠቃልለው ነው የማንቂያ ሰዓት ማለት ነው። ለኔ ለምን ለምንድነው? እንደዛ የሚለው ያለ እሱ እርዳታ ጠዋት በሰአቱ መነሳት ለኔ የማይታሰብ ነገር ነው። ለኔ ማንቃት ሰዓት ዝም ብሎ ድምጽ ሳይሆን ቀኑን በስርዓት እንዲጀምር የሚያስገድደኝ የዲሲፕሊን መሳሪያዬ ነው። ጓደኛዬም ጭምር ማለት ነው። እኛ በሱ እርዳታ ጠዋት በጊዜ ተነስቼ ነገሮችን ለማድረግ ስለምነሳሳ ጥሩ አስተማሪዬ ጓደኛዬ መካሪዬ እንደሆነ አድርጌ ነው የማስበው። ከማንቂያ ሰዓት ጋር ያለኝ ግንኙነት ትንሽ ለየት ያለ ነው። ማታ ሲተኛ ጠዋት ስድስት ሰዓት ላይ ተነስተህ ስፖርት ትሰራለህ? ብዬ በልበ ሙሉነት ስልኬን ሞልቼ አድራለሁ ያኔ በጣም ጎበዘ የሆንኩ ይመስለኛል። ነገር ግን ጠዋት ያ ድምጽ ስጮህ ያ ሁሉ ጀግኒነት ጠፍቶ ጣቶቼ ወዲያውኑ ስኑዝ የሚለውን ቁልፍ ይጫናለሁ። ያቺ አምስት ደቂቃ ተጨማሪ እንቅልፍ ለኔ ከአምስት ሰዓት እንቅልፍ በላይ ጣፋጭ መስላ ትታየኛለች። እዚህ ሞልቼ በጣም በቃ በዛ ሰዓት ስለምተማመንበት ነው ማታ የሚሞላው ጠዋት ይቀሰቅሰኛል ብዬ ከዛ በምልበ ሙሉነት ያንን ሞልቼ እተኛለሁ። ከዛ ግን ጠዋት ያንን ነገር ለመፈጸም ስነሳ ግን ለምን ቀሰቀስከኝ በሚል በመነጫነጭ ስሜት ስኑዝ ለማድረግ እገደዳለሁ እና ተጨማሪ የሆነች ደቂቃ መጨመር በጣም የሚያቁነጠነጠኝ ነገር ነው። ድሮ ትልቅ የብረት ማንቂያ ሰአቶችን እንጠቀም በነበርበት ጊዜ ትዝ ይለኛል ድምፁ በጣም ከፍተኛ ስለነበር ከጎረቤቴም በላይ ያስደነግጥ ነበር። እና ያ የመሰለው ትልቅ የብረት ማንቂያ ሰዓት አሁን ላይ የለም። ምክንያቱም በስልካችን ላይ የምንወደውን ለስላሳ ዘይማ መምረጥ እንችላለን ጠዋት እንዲቀሰቅሰን ማለት ነው የፈለግነውን ደምጽ መርጠን እሱ ላይ ማድረግ ስለምንችል ያንን ያህል ላያስደነግጠን ይችላል ማለት ነው። የድሮውን ያንን ትልልቁን ጩኸት አሁን ላንሰማ እንችላለን ቢሆንም ግን ዜማው ምንም ያህል ያማረ ቢሆን ከእንቅልፍ የሚያቀሰቅስ ድምጽ ስለሆነ ያው ከጊዜ በኋላ ያንን ዘፈን መጥላት ትጀምራለህ። ማንቂያ ሰዓት ማለት የምትወደውን ዘፈን ወደምትጠላው ድምጽ የመቀየር ሀይል እንዳለው የምትረዳው ነገር ነው እና ጠላትነትን ይፈጥራል ከህይወቴ ጋር ይሄን የመሰለ ሀይል አለው። እርግጥ ነው ማንቂያ ሰዓት መጠቀም ለስኬት ወሳኝ ነው። በተለይ ጠቃሚ ስብሰባ ወይም የጉዞ ፕሮግራም ስኖርህ ያለ እሱ መተማመን በጣም ከባድ ነው የማይቻል ነገር ነው። ያቺ ሰዓት ስደርስ የሚቀሰቅስህ እሱ ስለሆነ ማለት ነው። እኔ አንዳንዴ እንደ አላረፍድ ስልኬን ከአልጋዬ ራቅ አድርጌ እስቀምጠዋለሁ ምክንያቱም ተነስቼ ሄጄ እስከላጠፋሁት ድረስ እንዲጮህ ማድረጌ የሆነ ተገዝቼ እንድንሳ ይረዳኛል ለዛ ነገር ቅርቤ ስላለሆነ ማለት ነው። ይሄን ማድረግ መጀመሪያው ላይ ቢከብድም አንዴ ከአልጋ ከወጣ በኋላ ግን ራስህን ታመሰግናለህ ምክንያቱም ያቺ አምስት ደቂቃዋን ጣፋጭዋን እንቅልፍ የመድገም አጋጣሚህን ታጠብብሃለች። ስለዚህ ከምንተኛበት ቦታ ራቅ አድርጎ ያችን የማንቂያ ሰዓት ሞልተን ማስቀመጣችን ስልካችንን ረቅ አድርገን ማስቀመጣችን ራሳችንን እንድናስገድድና ታማኝ እንድንሆን ይረዳናል። አንዳንዴ ደግሞ በራሴ ሰዓት ያለምንም ማንቂያ የምነሳባቸው ቀናት አሉ ምንም ሰዓት ሳያስፈልገኝ ማለት ነው። አካላዊ ሰዓቴ ራሱ ስላመድ ማንቂያው ከመጮሁ አንድ ደቂቃ ቀደም ብዬ ስነቃ የሚሰማኝ የድል ስሜት አለ እሱ በጣም ደስ ይለኛል። ከማንቂያ ሰዓት ቀድሜ መንቃት መቻሌ ማለት ነው እለምደውና ያኔ ቀኑን ሙሉ በንቃት እንደምውል አውቃለሁ እንደዛ በማደርግበት ሰዓት ማንቂያ ሰዓት የጊዜያችን ጠባቂ ነው። ጠዋት ጠዋት ብንጣላም ቀናችንን በሰአቱ እንድንጀምር የማድረጉ በጉዳይ ትልቅ ውለታ እንደዋለልን እንደሰማን ያደርገናል እና እንደ ጠላትም ብናየውም በጊዜ ሂደት እንወደዋለን እዚህ የተደባለቀ ስሜት እንዲሰማም ማድረጉ አይቀርም። እኔም በየቀኑ ከማንቂያ ሰዓት ጋር እየታገልኩ ቢሆንም ጊዜዬን በአግባቡ ለመጠቀም ግን ሁልጊዜም እጠቀመዋለሁ ምንም ብንጣላ የማናሸንፈው ወዳጅ ጠላታ